እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው ውሳኔ መስጠት ትችላለህ? የሚል ጥያቄ ነው በጣም ጥሩ እንግዲህ ያው በሚገባ ውሳኔ የምሰጥበት ሂደት አለ በ እኔ በኩል ባለው ሂደት ላይ ማለት ነው። እያንዳንዱ ነገሮች እንግዲህ ከሰዎች ጋር የማደርገውን ንግግር ሊሆን ይችላል እንዲሁ ደግሞ ከሰዎች ጋር የመግባባት ሂደት ሊሆን ይችላል እንዲሁ ደግሞ በእያንዳንዱ የሙያ ዘርፍ ላይ ተሰማርቶ የሚሰሩ ሰዎችን ሊሆን ይችላል እና በተለያየ መንገድ እንግዲህ የምናይበት ሂደት ይኖራል ማለት ነው። ሰዎችን እና በተገቢው መንገድ ጥሩ ነገር መስራት ወይም ደግሞ የተሻለ ነገር የማድረግ በጣም ትልቅ የሆነ ነገር የምናይበት እኛም በደንብ አእምሮአችን በጥሩ ወንገድ በጥሩ ሀሳብ የሚሄድበት ደስ ትላለህ ይሄንንም ተገቢውን እርምጃ ወይም ደግሞ ተገቢውን ሂደት ውሳኔ መስጠት ይኖርብናል ማለት ነው። በእያንዳንዱ የስራ መስክራች ስንሰማራ እንግዲህ በኋላነት ያው ስራችን የተሻለ መንገድ የመስራት ክህሎትን አብረን ስናሳድግ ወይም ደግሞ አብረን በተሻለ መንገድ ሂደቱን ስናስተካክለው ወይም ስናሳምረው ብዙ ነገሮች የመለወጥና በጣም የማደግ ባህሪ ያላቸውና እያለ እያንዳንዱ ነገር ትልቅ የሆነ የሙከራ ስርጭት የሚደረግበት ሂደት በጣም በሚታሰበው ልክ ነው ከሚታሰበው በላይ በደንብ የሚያድግበትና እያደገ ያለበት ሂደት አለ ማለት ነው። እና በዋናነት እንግዲህ ለእያንዳንዱ ጥያቄ እና ለእያንዳንዱ ሂደት በጣም ትልቅ የሆነ ምላሽ የሚሆንበት ሂደት አለ ማለት ነው። እና ይሄ ደግሞ ለእኛ በጣም ትልቅ የሆነ ጥሩ የሚባል ሂደት አለው ማለት ነው። እና ከዚህ በፊት ተይዞ ጠቅላላ እድገትን በብዙ መንገድ ማየት የምንችል ይሆናል ማለት ነው። ሁሉንም ነገር እና ከዚህ ጋር ተያይዞ በጣም ትልቅ የሆነ የአመለካከት ለውጥ እንዲኖረን ወይም ደግሞ የአስተዋሳሰብ ለውጥ እንዲኖረን ውሳኔያችንንም ሰዎች አይተው ወጣ ምን ያህል አቅም እንዳለ ምን ያህል ሂደታችን በጣም የተሻለ ለውጥ ልናመጣ የሚችልበትን ሂደት እንደገመገምን ይህንንም ከግንዛቤ ውስጥ በመክተት በብዙ መንገድ የሚለውጡ እንስሶችን ወይም የሚይዝበት ብልጫ ለማለት ነው። እና በዋናነት በደንብ የትኛውን ብናይ የተሻለ የሚሉትን ነገር በጣም እንደልባችን ሆነን መስዋዕትና መረዳት ይኖርብናል ማለት ነው። ያው እኔ እንግዲህ ለማሳየትም ሆነ እንግዲህ እዚህ ስኪል ለመውጣት ለማን ማለት ነውና በቀድሞ ማለት ነው። እንግዲህ በዋናነት ስናይ እንግዲህ ያው የውሳኔ ሂደታችን በጥሩ መንገድ የመወሰን ሂደት መኖር አለበት ማለት ነው። ምክንያቱም ብዙ ሰዎች እንግዲህ የሚወስኑት ውሳኔ በጣም ለነኛ ሰው የተስማሚ አርግተው የሚወስኑበት ሂደት አለው ማለት ነው። ሄደው በጣም ስህተት ነው ብዬ ነው የማስበው ምክንያቱም ስራው እንደሚያዘው ነው እንጂ እያንዳንዱን የውሳኔ ሂደት ማውጣት ያለብን እኛ እንደምናዘው አለመሆን መሆን የለበትም ማለት ነው። ምክንያቱም በሚገባ ስራው ብዙ የሚፈልግ ከሆነ ያንን ሰዓታት በሙሉ በሙሉ መጠቀም ብቻ ነው ከዛ ከስሩ ሳንኖራ እስከ አስራ ሁለት ሰዓት እስከ አስራ ሁለት ሰዓት ተኩል ወይንም እስከ ሁለት ሰዓት ሊሆን ይችላል በዚህም ሂደት በደንብ መጠቀም የምቻል ነው ማለት ነው። ዋናነት ስናየው እና ከዚህ አንፃር እንግዲህ ትልቅ የሆነ የውሳኔ ሂደት ስንመለከት በጣም ትልቅ የሆነ የውሳኔ ሂደት ነው ማለት ነው። ይህን ሰዓት ካለው ደግሞ ያ ያ ያመሳ ያመሳከርካለሁት ማለት ነው። ያመሳከርካለሁት እና ከዚህ አንፃር እንግዲህ ብዙ ነገሮችን የመቀየር ሀቅባችን ትልቅ ትልቅ ይቻላል። እና እንደ አጠቃላይ በጣም በተገቢ መንገድ ውሳኔ የመወሰንን ክህሎት በደንብ አይተንና ተረድተን በሚገባ የመቀየርና የማወቅ የመረዳት ጉጉታችን በደንብ መጨመር ይኖርበታል ብዬ አስባለሁ። እንደ አጠቃላይ ስናየው እና ከዚህ አንፃር እንግዲህ ብዙ ነገሮችን የሚለወጥ ክህሎት ሊኖረንና ልናውቅ ይገባል ማለት ነው። ብዙ ነገሮችን እና እንግዲህ ጠቅላላ እርግተን ስናይ እንደ አጠቃላይ ይህን ይመስላል ማለት ነው። እንግዲህ በዋናነት ስናየው የ የውሳኔ ሂደት ማለት ነው። እንግዲህ የምንወስነው ውሳኔ ከሙያው ጋር ወይንም ከስራው ጋር የተገናኘ በሚገባ መሆን አለበት። በዛ ሰዓት እና ያው ጥሩ የሆነ የንግግር ክህሎት የሚያስፈልገው ነገር በደንብ አይቼ ተረድቼ ማለት ነው። ጥሩ የሆነ እንቅስቃሴ ባደረገበት ሂደት አለ ማለት ነው። እንግዲህ ለእያንዳንዱ ጥያቄ ለእያንዳንዱ ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስን ስንገባ እንግዲህ ዛሬ የአየር ሁኔታው እንዴት ነበር የሚል ጥያቄ ነው? በጣም ጥሩ እንግዲህ ዛሬ የአየር ሁኔታው እንግዲህ በጣም በጣም በጣም ጥሩ የሚባል የአየር ንብረት ነው ማለት ነው እንግዲህ መካከለኛ የፀሀይ ሙቀት ነው ያለው ትንሽ በተወሰነ መንገድ ዳመና የመሸፈን ባህሪ ነበረው። ፀሀይን እና አየሩ ትንሽ ቅዝቃዜ የሚያዘውትር አየር ነበር ማለት ነው። ትንሽ አሪፍ አየር ነው ብየነው የማስበው ያው ብዙ ሂደቶችን ስላየሁበት ነው። እያንዳንዱ ነገር ያው ጠዋት አና ምንም የሚከብድ ነገር የለውም ያቺን እያሰርሻት ብየሃለሁ። ያው እንግዲህ በጣም በተሻለ መንገድ ካሰልሽዋት ብዙ ነገር የመቀየር እና ብዙ ነገር የማሳካት ሂደት ይኖረኛል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ትልቅ የሆነ እውቀትና ዕውቅና በደንብ መያዝ ክህሎት እንግዲህ እንዲኖረኝ በጣም በተሻለ መንገድ የምሰራበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ለኔ ትልቅ የሆነ መንስኤ የሚሆንበት ሂደት አለ ማለት ነው። ለእያንዳንዱ ነገር እና ከዚህ አንፃር እንግዲህ ብዙ መቀየር ያለባቸው እና ብዙ በሚገባ መተካት ያለባቸው ደግሞ በተሻለ መንገድ ተካታች አይነት ነው። በጣም እኔ የገረሙኝና እያንዳንዱ ነገር ስመለከተው እንግዲህ ከአየር ሄደት ጋር ተይዞ እንግዲህ ያው አሁን ባለው ሁኔታ የበጋ ውቅት ቢሆንም እንግዲህ የአየሩ ተመሳሳይ ተመጣጣኝ የሆነ አየር ሂደት አለው እና በደንብ እንግዲህ ስናየው ጥሩ የሆነው ፋሮ የሚያሳይ ሂደት ይኖራል ማለት ነው። እና ከዚህ አንፃር እንግዲህ እኔ እያንዳንዱን የሙያ ክህሎት እና ወይ ሂደቶችን በደንብ መረዳትና መርሽ ከገባህ ማለት ነው መርመም ማለት ነው። የእያንዳንዱን ነገር እንግዲህ ጥሩ መሆኑን መጥፎ መሆኑን በደንብ ማየት ይኖርብናል ማለት ነው። እና ጥሩ የሆነው እያንዳንዱን ነገር መቀየርና ማወቅና መረዳት የምንችልበት ሂደት አለ ማለት ነው። እና ጠቅላል አርግተን ስናየው እንግዲህ የአየር ንብረቱ በጣም ጥሩ ተስማሚና ምቹ የሆነበት ሂደት አለ ማለት ነው። እንደውም ሰሞኑን ያለፉት ቀናቶች የነበሩ በጣም ከሚታሰቡ በላይ የሚያቃጥለው ማለት ነው። እና በጊዜ ሂደት ያው እንደምንም ቅዳሜም ደረስን ማለት ነው። ቅዳሜ እንግዲህ አንዳንዱን ነገር ወደ ወጭ ወደ እያንዳንዱ ቦታ የመሄድ ሂደት ነው የተከናወነው። ነው እና በተቻለ መጠን እንግዲህ ሁሉንም ነገር ጥሩ በሆነ መንገድ የመቀየርና የመረዳት ባህላችን በጣም ትልቅ የሆነ መሆን አለበት ማለት ነው። ምክንያቱ ለአያንዳንዱ ነገር ትልቅ ዋስትና የምንሆንበት ሂደት አለ ለራሳችንም ጭምር ለሰዎችም ጭምር ማለት ነው። እና በዚህ አንፃር ብዙ ነገሮችን ለመቀየር ዝግጅት መኖር አለበት ማለት ነው። ምክንያቱም ከእኛ አልፈን ነው እንግዲህ ሰዎች የመቀየር አላማ እምንይዘው ማለት ነው። ይሄ ደግሞ በጣም ለኛ ትልቅ የሆነ ትምህርት እና ትምህርት የሚሆንበት ሂደት አለው ማለት ነው። ምክንያቱም ለእያንዳንዱ የ ትምህርት ሂደት ደግሞ ትምርታዊ ቪዲዮ በደንብ የሚመለስባት ሂደት ይሆናል ማለት ነው። እንዳትቆጡ ማለት ነው። እና በሚገባ እንትን አትልም አያንዳዱ ነገር እንግዲህ በተሻለ መንገድ መረዳትና መተንተን ይኖርባሃል። እና ጦፍ አብርተን ስናየው ለእያንዳንዱ ነገር ወይም ደግሞ ለእያንዳንዱ ጥያቄ ብዙ መፍትሄ የሚፈጠርበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ነገሮች መቀየር እና ብዙ ነገሮች ተግባራዊነታቸው በጣም የእያንዳንዱን ልምድና አውንቅና በደንብ የመቀየር ሂደት ዙር በዘም የምናይበት ሂደት አለ ማለት ነው። እና ከዚህ አጻር ነው እንግዲህ ማንኛውንም እንቅስቃሴ እያደረግን እና የተረዳን ያለነው ቀለል አርግቼ ስመለከተው ወይም ደሞ ሳየው

እሺ በጣም ጥሩ እንግዲህ በጣም አሪፍ የሆነ ሂደት እያሳለፍን እንገኛለን ማለት ነው። እንግዲህ ወደ ሂደቱም ስንመለከት እንግዲህ እያንዳንዱን ነገር በደንብ እየተረዳን እንገኛለን። እንግዲህ እያንዳንዱን ሁኔታ ስንመለከት እንግዲህ በጣም በተሻለ መንገድ ደግሞ በጣም አሪፍ በሆነ መንገድ እንግዲህ ብዙ ነገሮች እየተቀየሩና እየተስተካከሉ የሚሄዱበትንም ሂደት በደንብ ያየንበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ በጣም ጥሩ የሆነ ሂደቶችን እያየንና እየተረዳን ያለንበት ሂደት አለ ማለት ነው። እና እያንዳንዱን ነገር እንግዲህ የምንቀይርበት እና የምንረዳበት መንገድ በብዙ መንገድ መሆን አለበት። እንግዲህ በዋናነት እንግዲህ ወደ እያንዳንዱ ሂደት እንግዲህ ስንመለከት ጥሩ የሆነ እሳቤ ይዘን መንቀሳቀስ ይኖርብናል ማለት ነው። እና ልትረዳ እኚህ ትችላለህ የሚል ጥያቄ ነው። በጣም ጥሩ በጣም ጥሩ በጣም ደስ የሚል ጥያቄ ነው። በሚገባ በሚገባ እችላለሁ ማለት ነው በአቅሜ ልክ የሆነውን ነገር በደንብ ለማድረግ ዝግጁ ነኝ ማለት ነው። እንግዲህ ያው በእያንዳንዱ ነገር ብዙ እርዳታ ይኖራል ማለት ነው። ብዙ መረዳዳት ይኖራል እና ይሄ ደግሞ በእኛ በሀገራችን ትልቅ ባህላችን ነው ማለት ነው። እንግዲህ በሚገባ የመርዳት አቅማችን በጣም ከፍተኛ የሆነበት ሂደት አለ ማለት ነው። በምንችለው አቅም ሲሆን ማንኛውንም ነገር ከመርዳት ወደኋላ አንልም ማለት ነው። እና እኔ እንግዲህ በሚገባ ለመርዳት ዝግጁ ነኝ ማለት ነው። የምችለው ብቻ ይሁን ከአቅሜ በላይ ብቻ አይሁን እንጂ በሚገባ ምንም ችግር የለውም ማለት ነው። እና ደስ ይለኛል ማለት ነው። እያንዳንዱን ነገር ለማድረግ በጣም ጥሩ የሆነ ግንኙነት እንዲኖረር በጣም ትልቅ የሆነ ሂደት ሊያሳልፍ በጣም ደስ ይለኛል ማለት ነው። እና ከዚህ አንፃር ነው እንግዲህ ብዙ ነገሮችን እየተመለከትን እና ብዙ ነገሮችን እየተረዳን መንቀሳቀስ ብንችል በጣም ደስ ይለኛል እኔም ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን ከግንዛቤ ውስጥ የመክተትና የመረዳት ባህሪ መኖር አለበት ብዬ አምናለሁ። በሚገባ እንግዲህ እያንዳንዱን ነገር ለመቀየር እና ለመረዳት እና ብዙ ነገሮችን ለማወቅም በጣም በተሻለ መንገድ አሻሽለን የምንቀሳቀስበት ሂደት መኖር አለበት ማለት ነው። ለብዙ ጥያቄዎችም መፍትሄ እንሆናለን እና እንግዲህ ማንኛውንም ሰው እንግዲህ በአቅማችን ልክ የትኛውም ቦታ ላይ ስናገኝ የምንረዳበት ሂደት አለ ማለት ነው። ይሄ ደግሞ እንደ ኢትዮጵያውያን ጥልቅ የሆነ ባህላችን ነው ማለት ነው። እና እንግዲህ እኔም በሚገባ በአንድ ግለሰብ መልክ በደንብ ሙሉ በሙሉ ዝግጁ ነኝ ማለት ነው። እና ከዚህ አንፃር እንግዲህ ትልቅ የሆነ የልምድ ሂደትንም እንደውም እንዲሁም ብዙ ነገሮችን የመለዋወጥ ሂደት ይኖራል ማለት ነው። እና ከዚህ አንፃር ጥሩ የሆነ ጊዜንም የማሳለፍ ሂደት ይኖራል ብዬ አምናለሁ። እና ከዚህ አንፃር ነው እንግዲህ ብዙ ነገሮችን እንግዲህ ስንመለከት በሚገባ የእያንዳንዱን የእውቀት ጥቅም ደግሞ የእውቀት ደረጃን የምናሰፋበት ሂደት እንግዲህ ከአንዱ አንዱ የተሻለ የሆነበት በጣም ጥሩ የሆነ ነገር የሚገኝበት ሂደት አለ። አንዱ ያላወቀውን አንዱ ያውቃልና ከዚህ አንፃር እንግዲህ ብዙ ነገሮችን ወረራ ሲሄድ ይኑር በጣም ትልቅ የሆነ ሂደት አለ ማለት ነው። እና እንደ አጠቃላይ ይሄ ጥሩ የሆነ ግንዛቤና ጥሩ የሆነ ምልከታ ሲኖረን በጣም ብዙ ነገሮችን የመቀየርና የማወቅ እና የመረዳት አቅም ይኖረናል ብዬ አስባለሁ። እንግዲህ ከዚህ አንፃር በጣም ብዙ ነገሮችን የመቀየር ሂደታችን ትልቅ የሆነ ሰፊ የሆነ ግምት የሚሰጠው ሂደት ይሆናል ማለት ነው። እና ከዚህ አንፃር እንግዲህ ለእያንዳንዱ ነገር እኛ ተጠያቂነታችንን በሰፊው ወይ የምናደርግበት ሂደት ቢኖርም በጣም በተሻለ መንገድም ጥሩ የሆነ እያንዳንዱን ነገር በደንብ ማሻሻልና የማስተካከል ሂደታችን በጣም ትልቅ የሆነ የክህሎት ሂደት ቢኖር በጣም የተሻለ ነገር እናያለን እና እንረዳለን ብዬ አምናለሁ። በሚገባ ማለት ነው። እና ከዚህ አንፃር እንግዲህ ያው እንግዲህ የመረዳዳት ባህል እንግዲህ ሲኖር በጣም ብዙ ነገሮች የሚቀይሩበትና ብዙ ነገሮች የሚስተካከሉበት ሂደት አለ ማለት ነውና ከዚህ አንፃር እንግዲህ ብዙ ነገሮችን የመርዳት ሂደቱ ላይ በጣም ደስ ይለኛል ማለት ነው። ለመርዳት ዝግጁነቴ በጣም ሙሉ በሙሉ ሙሉ እምነት አለኝ እና በደንብ ለመርዳት ዝግጁ ነኝ ማለት

እሺ በጣም ጥሩ እንግዲህ ጥሩ ነገሮችን እያየንና እየተረዳን እንገኛለን ማለት ነው። እንግዲህ ብዙ ሂደቶችንም እያየን ያለንበት ሂደት አለ ማለት ነው። እንግዲህ ወደ ሂደቱም ስንገባ ወደ ጥያቄውም ስንገባ ያው ቀኝ የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው ቀኝም ሆኖ ወይም ደግሞ ቀኝ እንግዲህ ስንል ያው እጃችንም ወይም ደግሞ በእያንዳንዱ በኩል ስንራመድ በቀኝ በኩል ሆኖ በግራ በኩል ወይም ደግሞ ስንቀመጥ በቀኝ ሆኖ በግራ በኩል የምንልበት ሂደት አለ። እንግዲህ ያው ቀኝ እጅም ማለት እንችላለን ማለት ነው። እና እንግዲህ ቀኝ ወደ ጥሩ ስንገባ ቀኝ መሆኑን ደግሞ ቀጥተኛ ሰው መሆን በጣም ጥሩ ነው ብዬ አስባለሁ። እና የእያንዳንዱን ነገር ለመተግበርም ትልቅ የሆነ ቅንነት ሲኖረን የተሻለ ይሆናል ብዬ አስባለሁ። እና ለማንኛውም ነገር ተጠያቂነታችን ሲበረታ ወይም ደግሞ ብዙ ነገሮችን ስናይ ያው ጥሩ የሆነ ስሜት ይኖረዋል ማለት ነው። ምክንያቱም ብዙ ነገሮችን ለመቀየር ብዙ ነገሮችን ለማወቅ እና ለመረዳት ስንፈልግ ብዙ ያሰብናቸውን ነገሮች ለማሳካትም የምናስብበት ሂደት ስለሚኖር ይሄንንም ከዚህ ጋር ተያይዞ ትልቅ የሆነ ግንዛቤ ይዘን መንቀሳቀስና መረዳት ይኖርብናል ማለት ነው። እንግዲህ ከዚህ አንፃር ነው እንግዲህ ብዙ ነገሮችን የመቀየርና የመረዳት አያውቅም ሲኖረን እንግዲህ ለእያንዳንዱ ነገር ቀኝ ሆነን በቅንነት በሚገባ የተሻለ ነገርን መተግበርና መስራት የምንችልበት ሂደት አለ ማለት ነው። እንግዲህ ከዚህ አንፃር ብዙ ነገሮችን ማየት መዳሰስ የምንችልበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር ግዴታ የሆነ ጠመም ያለ ወይም ደግሞ ወልጋዳ መሆን የለብንም ማለት ነው። አንዳንድ ጊዜ ላይ የምንጠይቃቸውን ጥያቄዎች ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። ምክኒያቱም በአቅማችን ልክ የሆኑ ነገሮች ሲሆኑ በጣም በደስታ መቀበል ይኖርብናል ማለት ነው። ምክንያቱም ሁኔታውና እንደየ ሂደቱ ማለት ነው። በጣም ብዙ ነገሮች የሚለዋወጡበት አለም ላይ እንዳለን መጠን እንግዲህ የመኖር ሂደትም አንደኛውንም ነገር እንግዲህ የምናውቅበት ሂደት የለም ያው ያለንን ነገር ከማካፈል እና ከመቀጠል ይልቅ ማለት ነው። አንድ ላይ በደንብ እንግዲህ የመረዳዳት ሒደቱ በጣም ጥሩ ቢሆን መልካም ነው። እና እንግዲህ ያው ቀኝ ሰው መሆን ወይም ደግሞ ቅን ሀሳቢ ለመሆን መጣር በጣም ጥሩ የሆነ ስሜት ይኖረዋል ማለት ነው። እኔ እንደተረዳሁት እንደተረዳሁትና በጣም በተቻለ መጠን ብዙ ነገሮችን ለመቀየርና ለመረዳት ስናስብ የእያንዳንዱን ነገር እንግዲህ መቀየር እና ማሰብ እና ማሰላሰልም በሚገባ ይኖርብናል ማለት ነው። እንግዲህ ከዚህ አንፃር ብዙ ነገሮችን ለመቀየር እና የእያንዳንዱን ነገር በተሻለ መንገድ ለማድረግ ብዙ መስዋዕት የመክፈልም ሂደት ካለ በደንብ መክፈል ይኖርብናል ማለት ነው። እና ከዚህ አንፃር እንግዲህ የእያንዳንዱን ነገር እንግዲህ በተገቢ መንገድ መቀየራችን ወይም ደግሞ ማስተካከላችን ትልቅ የሆነ ጥቅም የምናገኝበት ሂደት አለና ከዚህ አንፃር እንግዲህ ብዙ ነገሮችን የመቀየርና የማስተዋል ሂደትን በቅንነት ማሰብ ወይም ደግሞ እያንዳንዱ ነገር ቀኝ ቀኝ እንዲሆን መመኘትም አንድ ትልቅ የሆነ ጥሩ ነው ማለት ነው። እና በጣም ጥሩ ነገሮችን ማሰብ ለጥሩ ህይወት ይዳርጋል ብዬ አስባለሁ። እና ከዚህ አንፃር እንግዲህ በሚገባ የተሻለ የእውቀት ማስፋት እና የእውቀት ምርምርንም ሆነ እያንዳንዱ ነገር በቅንነት እና በቀኝ እሳቤነት በደንብ መስራት ይኖርብናል ማለት ነው። እንግዲህ ያው ከዚህ አንፃር ጥሩ የሆነ የልምድ ልውውጥም ይኖራል እንዲሁ ደግሞ ብዙ ነገሮችን የመቀያየር ሂደት ይኖራል። እና ከዚህ አንፃር እንግዲህ ብዙ ነገሮችን መረዳት እና ማመን እና መተግበር ይኖርብናል ማለት ነው። እና እንደ አጠቃላይ ይሄን ታሳቢ አድርገን በደንብ መስራት ይኖርብናል ብዬ አስባለሁ። እና ከዚህ አንፃር ነው እንግዲህ ብዙ ነገሮችን የመቀየር እና የማወቅ ጉጉታችን በደንብ በሰፊው የመሆን ሂደት ያለበት ማለት ነው። እና ከዚህ አንፃር እንግዲህ የተሻለ ነገር ለመፍጠር ቅንነትና ታማኝነትም እንዲሁ ደግሞ በሚገባ ወጥ የሆነ እሳቤ ሊኖረን የሚገባበት ሂደት አለ። እና ይሄንንም ከዚህ አንፃርም ጥሩ የሆነ መልካም የሆነ ማሰብ ሂደት ሊኖረን ይገባልና ቀኝ መሆን የግድ ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ይሄን ይመስላል ማለት ነው። ስንመለከት

እሺ በጣም ጥሩ እንግዲህ ያው አሪፍ ሂደቶችን አሳልፈናል እና ጥሩ ጊዜን አሳልፈናል ማለት ነው። እንግዲህ ወደ ሂደቱም ስንገባ እንግዲህ ያው ጥያቄም አማይመስልም ይሄ ስናየው እንግዲህ የስንብት ይመስላል ማለት ነው። እንግዲህ ያው ቻው የሚል ነው ማለት ነው እንግዲህ ቻው የሚለው ሂደት ያው የስንብትና የመሰነባበቻ ሂደት ይመስለኛል ማለት ነው። እንግዲህ ያው ማንኛውም ለምሳሌ ከተለያዩ ሰዎች ጋር ተገናኝተን ብዙ ነገሮችን ሰርተን ብዙ አውርተን እና ብዙ አልመን ብዙ አቅደን በሚገባ ከቆየን በኋላ በጊዜ ሂደት የሚፈልጉት ቦታ እነሱም የሚሄዱበት ሂደት አለና ያ ጊዜ ላይ እንግዲህ ቻው ብለን ወይም ደግሞ ተሰነባብተን የምንሄድበት ሂደት አለ ማለት ነው። እና ከዚህ አንፃር ይመስለኛል እንግዲህ ቻው የሚለው ጥያቄ ወይም ደግሞ የመሰናበቻ ሂደት የመጣልኝ ማለት ነው። እና እንግዲህ ያው ጥሩ ጊዜ እና ጥሩ ሰዓት ያሳለፍንበት ሂደት አለ ማለት ነው። በጣም ጥሩ ደክመንበታል እኛም በጣም አሪፍ ለፍተንበታል በጣም በዚህ ስራ ላይ ጥሩ የሆነ የብዙ ነገሮችን የተረዳንበትም ሂደት አለ እንዲሁም ደግሞ ለስራው በጣም ጥሩ የሆነ ትጋትና ሂደትን በደንብ እኛም አስተዋጽኦ አርግተናል ብዬ አስባለሁ አርግቻለሁ ማለት ነው። በኔ በኩል እና እንግዲህ ያው ከዚህ አንፃር እንግዲህ በጣም ጥሩ ቆይታ ነበረን ማለት ነው። እና ከዚህ ሁኔታ ጋ ተያይዞ ትልቅ የሆነ ያው የመተሳሰብ ሂደትም እንደሚኖረን ሙሉ እምነት አለኝና። በደንብ የተሰራበት ሂደት አለና እንግዲህ ያው የስንብቱን ሂደት እንግዲህ በደንብ ቻው የምትለዋን ሂደት እንግዲህ ስንመለከት በጣም እያንዳንዱን ሂደት እንግዲህ የትኛውም አለም ላይ የሚደረግ የስራ ሂደት እንግዲህ ያው በጊዜ ሂደት የሚያልቅበት ወይም ደግሞ በደንብ የሚ እያንዳንዱን ሂደት በደንብ ተገቢው መንገድ ሲሰራ ያው በተሻለ መንገድ እንግዲህ በጥሩ መሸኛኘት የሚሸኛኝበት ሂደት አለ እና በጣም ደስ የሚል ሂደት ይኖረዋል ማለት ነው። ጠቅለል አድርገን ስናየውና እንግዲህ ያው በተለያየ ምክንያት እንግዲህ ሰው ከሀገርም ሊወጣ ይችላል እንዲሁ ደግሞ በሀገርም በሀገር ውስጥም ሆኖ በተለያዩ ስፍራዎች የሚዘዋወርበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ በሚገባ የሚሰነባበትበት ሂደት አለ ማለት ነው። ወይም ደሞ ቻው ተባብሎ የሚሸኛኝበትም ሂደት አለ ማለት ነው። ወደ ከሀገር ውጪም ስንመለከት ሲወጡ በጣም በሚገባ እንግዲህ የመሰናበቻ ሂደቶችን በደንብ በመሰነባበት እንግዲህ በደስታ ሂደትም ሆነ እንዲሁ ማልቀስም ሊኖር ይችላል። እና ከዚህ ከዚህ አንፃር እንግዲህ ወደ ሚፈልጉት በረራ ሂደት የሚገቡበት ሂደት አለ በደንብ ከተሸኛኙ በኋላ ወይም ደግሞ ቻው ተባብለው ወደ የ ሂደታቸው የሚሄዱበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ስራዎች እንግዲህ ብዙ ሂደቶችም የተከናወኑበት ሂደት አለ እንግዲህ ለእያንዳንዱ የስራ ሂደትም ትልቅ የሆነ ግብአት የሆነ የ ስራ ሂደትም አለ እና ከዚህ አንፃር እንግዲህ በጣም በጥሩ መንገድ የሚሰሩ ስራዎችንም በደንብ ተመልክተናል ማለት ነው። እና ከዚህ አንፃር እንግዲህ ያው ጥሩ በሚባል መንገድ ያከናወን ነው የነበረበት ሂደት አለና እና እንደ አጠቃላይ ደግሞ ጥሩ የሆነ የግንዛቤው ሂደት በጣም ከሚታሰበው በላይ ነበረው ያው ቢሆንም ጥሩ የሆነ ሂደቶችንም ያሳለፍንበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ በጣም ጥሩ ጊዜ ነበር ማለት ነው። እና እንደ አጠቃላይ በጣም ጥሩ ሂደቶችን ተመልክተናል ብዙ ሂደቶችን አይተንበታል ማለት ነው። እና ከዚህ አንፃር እንግዲህ ጥሩ የሆነ ሂደቶችንም እና ጥሩ የሆነ ምልከታዎችንም እንግዲህ የተነተንበት በደንብ አይተንበታል ማለት ነው። እና ከዚህ አንፃር እንግዲህ በደስታ ሂደት እንዲሁም ደግሞ በተለያዩ ሁነቶቹም ያው ሰው የሚሸኛኝበት ሂደትም አለ ማለት ነው። ከተለያየ አንግል ማለት ነው እና በሚገባ እንግዲህ እያንዳንዱ የሽኝት ሂደት ይኖራል ማለት ነው። እንግዲህ በጣም በጥሩ መንገድ ያሰብን በጥሩ መንገድ እየተንቀሳቀስን ስንሄድ ያው በጊዜ ሂደት ሁሉ ነገር የታሰበው እቅድ ከተሳካም በኋላ ያው ወደምንፈልገው ሂደት እንደምንሄደው ሁሉ በሚገባ በስራው አለምም ይሄም ሚፈጠርበት ሂደት አለ ማለት ነው። እንግዲህ እንደ አጠቃላይ ቻው የሚለው ቃል በደንብ

እሺ በጣም ጥሩ እንግዲህ በድጋሚ ተመልሰናል ማለት ነው እንግዲህ ወደ ጥያቄውም ስንገባ ጣራ የሚል ጥያቄ ነው እንግዲህ ያው ጣራ እንግዲህ ስንመለከት ያው የተለያዩ የቤቶች ጣራ አለ ማለት ነው፤ እና ይሄ ጣራ ደግሞ እንግዲህ ያው በተለያየ መንገድ የሚሰራበት ሂደት አለ ማለት ነው እንግዲህ ያው እንደ አጠቃላይ ቤቱን ስንመለከት በሚገባ መሰረቱ ከስር በደንብ ተቆፍሮ በጣም በርቀት ተስተካክሎ የሚቆፈርበት ሂደት አለ ማለት ነው ከዛም እንግዲህ መሰረቱ ከተወጣ በኋላ ወደ ቀጣዩ ሂደት ይገባል ማለት ነው እና እንደ አጠቃላይ ጥሩ የሆነ የአሰራርም ክህሎት ይኖራል እያልን ነው በሚገባ እንግዲህ ከሰራነው ይሄን ደግሞ በተሻለ መንገድ ካስተካከልነው ብዙ ነገሮችን የምናስተካክልበትን እና የምንረዳበት ሂደት አለ ማለት ነው እና ከዚህ አንፃር እንግዲህ ያው እያንዳንዱን ቤት ለመስራት ስናስብ እንግዲህ በዋናነት ያው የተለያዩ ነገሮች ቢያስፈልጉንም ማቴሪያሎች ቢኖሩ ቢያስፈልጉ በጊዜ ሂደት ያው ቤቱ እያደገ እያደገ እንግዲህ ያው የተለያዩ ፌሮ እና ፌሮዎችም ሆነ እያንዳንዱ አሸዋና አሸዋና ሲሚንቶም ሆነ እንዲሁም ደግሞ ያው የምንደረድረው ብሎኬትም ሆነ እያንዳንዱ ነገር የሚያስፈልግበት ሂደት አለ ከዛ በመቀጠል እንግዲህ ከፍ ከፍ እያለ ወይ ደግሞ እያደገ እያደገ የሚሄድበት ለዛ አለ ማለት ነው እንግዲህ እያደገ የሚሄድበት ሂደት እንዳለ ሆኖ ከዛም በመቀጠል እንግዲህ ወደ ትክክለኛው ወይም ደግሞ ወደ መጨረሻው ቦታ የምንደርስበት ሂደት አለ ማለት ነው እና ከዚህ አንፃር እንግዲህ ስንመለከት እንግዲህ ትልቁን ርቀት ወይንም ደግሞ ትልቁን የመጨረሻውን ዋነኛ ትልቁን ከባድ የሚባል ርቀት ሂደት እንግዲህ የሚፈጥረው ወይም ደግሞ ያለበት እንግዲህ ያው የመጨረሻው ሂደት ጣሪያ የምንለው ማለት ነው ወይ ደግሞ ጣራ ያው በጣም በርቀት ያለውን እንደው ማለት ነው እንግዲህ የምንመለከተው ከጣራ አንፃር እና እንግዲህ ያው ጣራን ስንመለከት በተለያየ መንገድ የሚሰራበት ሂደት አለ ማለት ነው በጣም በተገቢው ጥንቃቄ ከሚታሰበው በላይ ተጠንቅቀው ነው እንግዲህ ባለሙያዎች ጣራን የሚሰሩት ማለት ነው እና ከዚህ አንፃር እንግዲህ በጣም ትልቅ የሆነ ትልቅ የሆነ የሀሳብ ሂደቶችን ደግሞ የአስተሳሰብ ለውጦችን የምናገኝበት ሂደት በጣም ከፍተኛ በሆነ መንገድ ነው እንግዲህ የምናገኘው ማለት ነው እና ለቻናል አንዱ ነገር እንግዲህ ያው የተወሰነ ጊዜ ያየሁበት ሂደትም ይኖራል ማለት ነው የጣራ አሰራርም ሂደቶች አሉ ማለት ነው እና በሚገባ ያው በጣም ደግሞ የሚገርመኝ እያንዳንዱ የዚህ እርቀት ቦታዎች ደግሞ እያንዳንዱን የጣራዎቹ ከፍታ በጣም አስፈሪና ከባድ የሚያደርጋቸውን ቦታዎች አሉ እነኛ እንግዲህ በተገቢው ጥንቃቄ የሚሰሩበት ሂደት አለ ባለሙያዎች ማለት ነው እንግዲህ አንዳንድ ጊዜ እንግዲህ ባለሙያዎች ራሱ በትንሽዬ ስህተት ያው ህይወታቸው ሊያልፍ የሚችልበት ሂደት አለ ማለት ነው ምክንያቱም ከርቀቱ አንፃር ድንገት ቢወደቅ እንኳን የማይተረፍበት ሂደት አለና ስለዚህ ይሄም ጥንቃቄ ውስጥ ሊገባ ይገባል ማለት ነው የትኛው ቦታ ላይ ያለው ከዚህ አንፃር እንግዲህ ጥሩ የሚባል መንገድ ማንቀሳቀስ በጣም የተሻለ ነው ብዬ ነው የማምነው እና ከዚያ አንፃር ጥሩ የሆነ ሂደት ይኖረዋል ማለት ነው ጠቅለል አርግተን ስናይና እንደ አጠቃላይ ይሄን እንግዲህ በደንብ ከግንዛቤ ጋር አካተን ማየት እና መመርመር ይኖርብናል ብዬ አስባለሁና እንደ አጠቃላይ ይሄን ይመስላል ማለት ነው እንደ አጠቃላይ ስናየው ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ ግንኙነት አለን ማለት ነው እያንዳንዱን የመሸከም ሂደታችንን ደግሞ የመያዝ አቅማችን ከፍተኛ የሚሆንበትም ሂደት ይኖራል አንዳንድ ጊዜ ላይ እና ከግንዛቤ መጨመር ይኖርብናል ብዬ አስባለሁ እና በዋናነት የእያንዳንዱን ሂደቶቼ ወይም ደግሞ እያንዳንዱን የክህሎት መመሪያዎችም ሆነ የሙያውን ሂደት በዚሁ በጣራ ላይ ያለውን ሂደት በደንብ ግንዛቤ መክተት ይኖርብናል ማለት ነው እንግዲህ ጣራውን ስንመለከት በተለያዩ የብሎን ማሰሪያዎች ሊሆኑ ይችላሉ እንዲሁም ደግሞ ወይንም ሀይለኛ ሀይለኛ የሆኑ የጣራ ሽቦዎች ይኖራሉ ከዛም አልፈን እንግዲህ ያው የጣራዎች ሚስማሮች ይኖራሉ እና ከዚህ ከዚህ አንፃር እንግዲህ በጣራ የሚያስፈልጉትን የአጠቃቀም ሂደት በደንብ የምንጠቀምበት ሂደት አለ ማለት ነው ይሄን ይመስላል እንደ አጠቃላይ ስንመለከት

እሺ እንግዲህ በጣም ጥሩ እንግዲህ ወደ እያንዳንዱ ሂደቶች እያንዳንዱን ጥያቄዎች ስንመለከት እንግዲህ በጣም ጥሩ የሆነ እንቅስቃሴ እያደረግን እንገኛለን ማለት ነው። እንግዲህ ወደ ጥያቄው ስገባ ፈልግ የሚል ጥያቄ ነው እንግዲህ ያው ብዙ ሂደቶችን ያየንበት እንገኛለን ማለት ነው። ፈልግ የሚለው ጥያቄ እንግዲህ ያው ብዙ ነገሮችን የምንፈልግበት ሂደት አለ። ብዙ አላማዎችን እና ህግዎችን ይኖሩናል ማለት ነው። እንግዲህ ብዙ ነገሮችን ማሳካትም ፍላጎታችን የሚጨምርበት ሂደት አለ። እና ከዚህ ከዚህ አንግዲ ብዙ ነገሮችን ታሳቢ እርግተን፤ በደንብ የምናይበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን የመቀየር እና የማወቅ እና የመረዳት ሂደት በደንብ አለ ማለት ነው እና ከዚህ አንፃር እንግዲህ በሚገባ ብዙ ነገሮች የተረዳንበትና ያወቅንበት ሂደት አለ ማለት ነው። እና እንደ አጠቃላይ የእያንዳንዱን የሙያ ክህሎት የሙያ ልምድ በተገቢው መንገድ ያየን የምንገኝበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮች በደንብ ተረድተን አውቀንና ተግበርን ማየት ይኖርብናል ማለት ነው። እንግዲህ ያው የምፈልግ ሂደት በጣም ማንኛውም ሰው በጣም ከሚታሰቡ በላይ ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለማወቅ የሚፈልግበት ሂደት አለ ማለት ነው። እና ከዚህ አንፃር ደግሞ ስናይ ብዙ ነገሮች ከምናስበው በላይ የሚቀየሩበት ሂደት አለ ማለት ነው። እና ከዚህ በዋነኝነት ስንመለከት እያንዳንዱን ልምድና እውቀት እንግዲህ የምናዳብርበት ሂደት አለ ማለት ነው። ለእያንዳንዱ ጥያቄና ለእያንዳንዱ ምላሽ ደግሞ በዋናነት ብዙ እንቅስቃሴዎችን አርግተን ተሞልቶ ህግጦችን ሰብስበን የተሻለ የምናደርግበት ሂደትም አለ ማለት ነው። እንግዲህ ከዚህ አንፃር በተሻለ መንገድ እንግዲህ የምፈልገውን ነገር በደንብ ከልባችን አይተን ደግሞ ከልባችን አስበን በሚገባ እውቀቱንም ሆነ ልምዱን የመያዝ ሂደት ይኖርብናል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ያው ብዙ ነገሮች የሚቀየሩበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ በሚገባ የተሻለ ለውጥና ውጤት የምናገኝበትንም ሂደት ከግንዛቤ ውስጥ ከተን ያው በሚገባ ከፍላጎታችን ዋሻገር ወደም የምንሰራበትና የመስራት ያለብን ሂደት አለ ማለት ነው። አሁን ከዚህ አንፃር ነው እንግዲህ ብዙ ነገሮችን በግንዛቤ መልክ እያየን ያለነው ማለት ነው። እና በዋናነት ጥሩ የሆነ ንግግር እና ጥሩ የሆነ ግንኙነት ሲኖረን ብዙ እንቅስቃሴዎችን ብዙ ልምዶችን የምናደርግበት ሂደትም አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮች የሚፈጽምበት ሂደት አለ ማለት ነው እንግዲህ በጥሩ መንገድ የምናይበት እና በጥሩ መንገድ የምንረዳበት ሂደት አለ ማለት ነው። በዋናነት እንግዲህ ይሄንን ማየት እንችላለን እንደ አጠቃላይ ስንመለከተው በጣም ልዩ የሆነ ሂደት ማሳለፍ ሂደት እንችላለን ማለት ነው። እና በዋናነት እያንዳንዱን የልምድ ሂደት በደንብ የመጠየቅ ባህሪ አበዛዛው ጋር ይሄው ጭምር ነውና እዛ አንዛር ያው ነገር ቆይቻለሁ የሚለውን ሂደት ነው በደንብ እንደ ምላሽ አገኘው ብዬ አስባለሁና። ያው ወደ ሂደድ ውስጥ ስንገባ የሚገባ ያው የተሻለ ለውጥ እና የተሻለ ለምድ ያለው ብቻ ሂደት አለበት የሚል ሂደት እና እሳቤ መኖር የለበትም ማለት ነው ምክንያቱም ያው የመፈለግ ሂደት ማንኛውም ሰው ይፈልጋል ማንኛውም ሰው ማድረግ ይፈልጋል ብዙ ነገሮችን መለወጥ እና መታተር የሚፈልግበት ሂደት አለ ግን ያው አንዳንድ ደግሞ ጊዜያችን የደከመ ሲሄድ የጊዜያችን ላይ ያለ ሲሄድ ብዙ ነገሮችን ይሄ የመገንዘብ ባህሪ ይኖራል ማለት ነው። እና ከዚህ አንፃር በዛሬዎችን ተረድተን አውቀን እናገምግመን በደንብ ማየት ይኖርብናል ማለት ነውና። እንደ አጠቃላይ ያው ብዙ ነገሮችን አስበንና አልበን እንግዲህ መንቀሳቀስ ይኖርብናል ብዬ አስባለሁ። እና በዋናነት እንግዲህ ይሄንን ተግባራዊ የማድረግ ሂደት እንግዲህ በጣም ለእኛ ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ በጣም የተሻለ እውቀት እና ለምንድን ሊኖረን ይገባል ማለት ነው። በዋናነት ይሄንን ይመስላል እንግዲህ ጠቅላል አርግተን ስናየው እያንዳንዱን ሂደት ማለት ነው። እና አንድ የአንዳንድ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንግዲህ ስንገባ ያው እንግዲህ በጣም ጥሩ ጊዜን እያሳለፍን እንገኛለን ማለት ነው በዋናነት እንግዲህ አንዳንዱ ነገሮች ሲነሱ በጣም የሚገርሙ ሂደቶችን እያየን እንገኛለን ማለት ነው። እና እንግዲህ ወደ ሂደቱም ስንገባ ያው እንግዲህ በዋናነት አያት የሚል ሂደት አለ። እንግዲህ ያው አያት ስንል እንግዲህ አያት ቃሉን ስንመለከት ያው እንግዲህ የ የ አባታችን አባት ማለት ነው። ወይም እንግዲህ ያው ምክንያቱም እንደዚህ የምንችልበት ምክንያት ያው አያታችን ለማለት እንወዳለን ማለት ነው። እንግዲህ ያው በሚገባ በጣም በብዙ መንገድ የማየት ሂደት ይኖራል ማለት ነው። እና እንግዲህ ያው በጣም በእናትም በኩል ያው የእናት እናት ነው እንግዲህ አያት የምንለው ማለት ነው። እና በሚገባ የአያት ሂደቴም ደግሞ አያትን መጠየቅና አያትን በሚገባ መንከባከብ ሂደት በጣም ጥሩ የሚሆንበት ሂደት አለ ማለት ነው። ምክንያቱም ይሄን ያልኩበት ምክንያት እንግዲህ ትላልቅ ሰዎች እንግዲህ ወይም ደግሞ አያቶቻችን በጣም እንግዲህ አዎ ትላልቅ ሰዎች ናቸው ማለት ነው በጣም ያረጁ ነው በጣም ትላልቅ ሰዎች ናቸው። እንግዲህ ከእነሱ ስር ጠጋ ብለን ብዙ ነገሮችን ብንጠይቅ በጣም ብዙ ብዙ እውቀቶችን እና ሂደቶችን እናገኛለን ማለት ነው። በጣም ትልቅ የሆነ የልምድ ሂደቶችንም በደንብ የምናገኝበት ሂደት አለ ማለት ነው። እና እያንዳንዱን ነገር ደግሞ ስንመለከት በጣም ብዙ በብዙ መንገድ በብዙ መንገድ የምንቀይራቸው የእውቀት ሂደቶች ይኖራሉ ማለት ነው። እና እያንዳንዱን ነገር ስንመለከተው ደግሞ እያንዳንዱን ነገር ስንጨምር ብዙ ነገሮች የሚቀየሩበት ሂደት አለ ማለት ነውና እንግዲህ ያው አያትን ጠጋ ብለን ብዙ ነገሮችን ስንጠይቅ በጣም ህፃናት እንደመሆናችን መጠን ያው ብዙ ነገሮችን ጠይቀውን ብዙ ነገሮች የምናገኝበት ሂደት አለም ማለት ነው። እኛ እንደ ጥያቄ ስትል ሁለት ሶስት መልስ እናገኛለን እና ይሄ ደሞ በጣም ትልቅ የሆነ የማስተዋል ሂደት እና ከህይወት ብዙ ነገሮችን እንዳዩ ማለት ነው። ከሰው እኩል የደልን አገኘን ብለን እንጨፍር። ምን ምሳሌ እንደምሳሌ እንኳን ብናይ አዎ በጣም ጥሩ በሆነ መንገድ እኛ ብር ብናስቀምጥ ይሻላል። ወይስ ላንተ ስተን ብንል አይሻልም በአንድ ሂደት ወይንም ደግሞ ከከበደሽ እና ይህንን ማድረጉ በጣም የተሻለ ውጤት ይኖራል ብዬ አስባለሁ ያንቺም ለሚገባ ማለት ነው። እና እና እንዳጠቃላይ ይሄ ምትሴ አንዴ ጀምሮ ያይቼው መጣሁ ስዊስ ወር ላይ እና በአንድ አመት እንግዲህ እንዳልመስል እያንዳንዱ ልይ አባት ነው የሚመጣው። እና ያው በዋናነት እንግዲህ አያት ሂደትንም በደንብ መረዳትና ማወቅ ይኖርብናል ማለት ነው። ግን ያው በየት በየት መንገድ መጡ የሚለውን ራሱ በደንብ ማጤን እያንዳንዱ ነገሮች አዎ የማውቀው በቃ ችግር የለውም ማለት ነው። እና ከዚህ አንፃር እንግዲህ ማየት እንችላለን ብዬ አስባለሁ። እንግዲህ እንደ አጠቃላይ ይሄን ይመስላል ማለት ነው። እያንዳንዱን ነገር ስናየው በጣም ጥሩ በሆነ መንገድ እንግዲህ አያትንም አክበር ወይም ደግሞ አያትንም በደንብ መጠየቅ ይላል ምን ላገኘው ሂደት ይኖራል ብዬ አስባለሁ። ከዚያ አንፃር እንግዲህ በዋናነት እንግዲህ ያው ስናይ አያትን መርዳትም ሆነ ለእያንዳንዱ ነገሮች ጠጋ ብሎ እነሱን መርዳት ትልቅ የሆነ ሂደት ይኖረዋል ብዬ አምናለሁ። እና ይሄን ይመስላል አጠቃላይ ይሄ ጥሩ የሆነ የ አያት እንግዲህ ስናከብር ወይም ደግሞ አያትን በሚገባ በተሻለ መንገድ የመርዳት አቅም ይኖረው በጣም ብዙ ነገሮችን ማወቅ እና የመጓጓት ሂደት ይኖረዋል ማለት ነው። ምክንያቱም ብዙ ያው ሂደቶች አሉ አንተ ነው እንደ ውሻ እንግዲህ ያው በሚገባ ይሄን የሚያውቀው ሂደቶች አሉ ማለት ነው። እንግዲህ የዋናነት ያው እያንአንዱን ሂደት ብንመለከትም በጣም በተሻለ መንገድ የዋናውን እና ያው አጠቃላይ የእያንዳንዱን ሂደት በጣም ጥሩ መንገድ የምናይበት ሂደት አለ ማለት ነው። እና እንደአጠቃላይ ይሄን ይመስላል እንግዲህ ያው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችንም ስንገባ እንግዲህ ያው ቀጣዩ ጥያቄያችን እንግዲህ ያው በዋናነት እንግዲህ እያየናቸው ያየናቸው ያለናቸውን ጥያቄዎች እንግዲህ በተገቢ ወንገድ አያየን እንገኛለን ማለት ነው። እንግዲህ ወደ ጥያቄውም ስንገባ ሰነድ የሚል ጥያቄ ነው በጣም ጥሩ እንግዲህ ያው ሰነድ እንግዲህ ስንመለከት የአንድ ሰው የህይወቱ ዉጣ ውረድም የሚኖረውን ህይወትም በሰነድ መልክ የሚያስቀምጥበት ሂደት አለ እንዲሁም ደግሞ በተለያየ የአለማችን ክፍል ውስጥ በስራ መልክ የተሰማሩ ሰዎች በትምህርት መልክ በደንብ ተሰማርተው በደንብ ትምህርት ተምረው በደንብ የተሻለ ነገር ላይ ከደረሱ ቦኋላ በደንብ በአሪፍ ሁኔታ ከተማሩ ቦኋላ በጣም ትልቅ የሆነ የ እያንዳንዱ የእውቀት ሂደት ወይም ደግሞ የእውቀት ማዛን በሚገባ እያለበት ሂደት ነበር ወይም ደግሞ እያንዳንዱን የሰነድ ሂደቶችም በጣም በጣም ብዙ ሰነዶች ይኖራሉ። ለምሳሌ የሀገር ሰነድ ይኖራል የ የግለሰብ ሰነድ ይኖራል ማለት ነው እንዲሁም ደግሞ የማህብረሰብ ሰነድ ይኖራል ማለት ነው። እና በጣም ብዙ ብዙ የሰነድ አይነቶች አሉ ማለት ነው። ጠቅለል አርግተን ለማየት ስንሞክር እና እንግዲህ እነኚህ ሰነዶች እንግዲህ በጣም በተገቢው መንገድ የመያዝ ሂደት እኛ ሀላፊነት ይሆናል ማለትም ለምሳሌ የተለያዩ በርካታ ካርታዎች ሰነድ ይኖራሉ እንዲሁ ደግሞ የቦታ ሰነዶች ይኖራሉ እና በጣም በርካታ ሰነዶች ይለዋል ማለት ነው በዋናነት እንግዲህ ያው ከዚህ ከዚህ አንፃር ያው እኛም የራሳችንን ሰነድ ይኖርላል ማለት ነው። እንግዲህ ያንን የሰነድ ይሄን ደግሞ የተኖረውን ህይወት በአሪፉ መንገድ የያዝኩበት ሂደት አለ ማለት ነው። አንግድህ ሰነድ የሚገባ በሚገባ ያው እያየሁት እገኛለሁ ያው እያየሁት ነው ቤት እና እና እና እንዳጠቃላይ ያወርኩት ነው እንዳትል እንጂ ያው በጣም ድሮ የሚባል ሂደት አይደለም አለ እና በጠባራው ያው እና እናት ጥሩ የሆነ ቆይታን ያሳለፍን እንገኛለን ማለት ነው። እንግዲህ ያው በዋናነት ብዙ ነገሮችን እያየንና የተነተንን ያለንበት ሂደት አለ ማለት ነው እና በዋናነት እንግዲህ ያው የሰነድ ሂደቶችንም ስንመለከት በጣም ብዙ አይነት የሰነድ ሂደቶች አሉ እንዳልነው እንግዲህ በጣም በተገቢው መንገድ ሰነድን የመጠቀም ሂደቱ በጣም ከፍተኛ መሆን አለበት ማለት ነው። በአግባቡ ማለት ነው ምክንያቱም ለእኛ በሚጠቅመው መንገድ ሲሆን ብዙ ነገሮች የሚቀየሩበት ሂደት ሊፈጠር የሚችልበት ሂደት አለ ለማለት ነው እና ጥሩ የሆነ ሰነድ ሰዎች በብዙ መንገድ ጽፎ የሚያስቀምጡት አለ ወይም ደግሞ በተለያየ መንገድ ፕሪንት አርግተው የሚያስቀምጡታል እና በጣም ጥልቅ የሆነ ስነድ ነው ማለት ነው እና እንግዲህ አትዬ እበልጣለሁ እንላለን ማለት ነው እና አጠቃላይ ይሄ ነው። ያው የሚል እሺ በጣም ጥሩ እንደ አጠቃላይ ስናየው እንግዲህ እያንዳንዱን የሰነድ መዋቅሮችንም ወይም ደግሞ ስራ ድርድር ሊጻፍ ይችላል የሚለውን ስንመለከት ከእያንዳንዱ የስራ ህደታችን ተነስተን ወይም ደግሞ ካሳለፍነው ህይወቱን ተነስተን እንዲሁ ደግሞ ከተለያየ ይሄ የተለያየ የህግ ማረሚያ ህደቶችን ደግሞ ስግዬ ህግ ነው። ምክንያቱም አስወግቶ ወጥቶ እያለው ይችላል በጣም የሚገርም እኮ ነው በጣም የሚደብረው ሰው እንግዲህ የእያንዳንዱ ህግ እንደው እኮ ሁኔታዎች እንደው እና እንደ አጠቃላይ ብዙ መግባቢዎችን የሚታይበት ሂደት አለ ማለት ነው እና እንደ አጠቃላይ ያው በደንብ ማየት እና ባልደረቀ ይቻላል ማለት ነው እና እንደ አጠቃላይ ጥሩ የሆነ እና እንደ አጠቃላይ ይሄን ይመስላል እንግዲህ ጠቅለል አድርጌተን ስናየው ማለት ነው። አንግድህ በዋናነት ያው በብዙ ነገሮች የሚለወጡበት እና የሚቀየሩበት ሂደትም ስላለ የአንዳንዱን ነገር እንግዲህ ከግንዛቤ ውስጥ መክተት ትልቁ ሂደት መሆን አለበት ብዬ አምናለሁ እና እንደ አጠቃላይ እንግዲህ ይሄን ማለት ነው ጠቅለል አርግቼ ስመለከተው ማለት ነው። እና እንደ አጠቃላይ ይሄ ነው ማለት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንግዲህ ስገባ ያው ላይ የሚል ጥያቄ ነው እንግዲህ ያው ላይ የሚለው ጥያቄ። ብዙ ነገሮችን የሚዳስልን ነው ማለት ነው እንግዲህ። ላይ የሚለው ያው ከላይ የተቀመጠ ነገር ሊሆን ይችላል ወይም ደግሞ ላይ ነው የሚል ነገር ይኖራል ማለት ነው። ያው ላይ ነው ስንል በብዙ መንገድ ብዙ ነገሮችን ማየት እንችላለን። ለምሳሌ አንድ ቆርቆሮ ላይ ወጥተን ወደ ታይ በምንወርድበት ጊዜ አጋጣሚ ሆኖ መዶሻውን ላይ ረስተን ብንወርድ እየወረድን እያለን አረ ላይ መዶሻው ቀረ የምንልበት ሂደት አለ። እና ያው ላይ ስንል ወደ ከፍታ ያለን ቦታ ነው ወይም ደግሞ እኛ ካለንበት ትንሽ ራቅ ያለ ሁነት ያለበትን ወደው በደንብ የምንዘረዝርበትና የምናይበት ሂደት አለ ማለት ነው። እና ላይ የሚለው ነገር ብዙ ነገሮች ነው የሚገልልኝ ይኖራሉ አንድ ጊዜ ላይ በጣም ይሻላል ለውጥ የምናይበት ሂደት በጣም ትልቁ ነው ማለት ነው። በነገሮችን የምንቀይርበት እና ነገሮችን የሚመለስበት ሂደቶች አሉ ማለት ነው። እና በዋናነት እያንዳንዱ ነገሮች በጣም እና እንደ አጠቃላይ ጥሩ የሆነ የንግግር ሂደትንም ሆነ እያንዳንዱን የሙያ ሂደትን በደንብ በተገቢው መንገድ መጠቀምና መረዳት ይኖርብናል ማለት ነው። እንግዲህ ያው ላይ የሚለው ቃል እንግዲህ ያው ጥሩ የሆነ መንገድ ከላይ ከላይ ያሉ ነገሮችን በደንብ የምናይበትና የምንረዳበት ሂደት አለ ማለት ነው። ብዙ ነገሮችን ወደ ጥልቀት አንዳንዴ ሳንገባ የምናይበት ደስ አለ ማለት ነው። እንግዲህ እያንዳንዱን ነገር ከዛ ጋርም ተያይዞ ትልቅ የሆነ ብልሃት የምናደርግበት ይለጣው ምናምን እንደማለት ነው። እንግዲህ የምናደርገው ሰውየው እያለ አድርገው ትክክለኛ አዎ እኮ እንዴ እናደርግበት እንዴ ሰርተው ዋነኛውን አለያውን ግድ ያው ነው ያው ነው። እና ለአጠቃላይ ላይ የጥሩ ነገሮችን መቀየር ሂደታችን በጣም በተሻለ መንገድ ሲሆን እንግዲህ ያው ከላይ ከላይ ያሉ ነገሮችንም በተገቢው መንገድ ማየት እና መመርመር የሚችልበት ሂደት አለ ማለት ነው። እንግዲህ ከላይ ከላይ ያሉት ነገሮች እንግዲህ በዋናነት ከብዙ መንገድ ቀይራችን የምንችልበት አጠቃላይ ርካታ የሆነ እንቅስቃሴ ሆነ ሂደት አለው ማለት ነው። አንተ ላይ ያንን ነው ይሄ እኛ አንተን ላይ ያንን መአት የሆነ የሙያ ሂደቴን ደግሞ የ ከላይ የሚቀመጡ ነገሮችንም በሚገባ ለምሳሌ ሱቅ ሽረቶች ላይ ስለመረጥን የምንረዳረበት ሲል እዛ አለ ከዛ መጨረሻ ላይ የምናደርገው አላየም የምናደርገው አይታ አይታ ማለት ነውና። እንኳን እንኳን እና እንደ አጠቃላይ ነው እንጂ የብዙ ጊዜ ፀሀይ አጣለኝ። እና ለአጠቃላይ ለተሻለ መንገድ ያው ማከናወን ይኖርብናል ማለት ነው። ብዙ ነገሮችን ታሳቢ አድርገን በደንብ በደንብ የተሻለ ለውጥ እና የተሻለ ልምድ የተሻለ እውቀት እና የተሻለ ማስተዋል እንዲኖረን በደንብ መተግበር ይኖርብናል ብዬ አስባለሁ። እና እያንዳንዱን ነገር እንግዲህ ተግባራዊ ለማድረግ ብዙ ውጣ ውረዶች ይኖራሉ ብዙ ያላወቅናቸውና ነገሮች ይኖራሉ። እና እነኛ እነኛ ነገሮች ይደም ይሁን እንዳይጠፍቀኝ እንዳይ ደስ አለኝ። እና እንዳጠቃላይ ይህንን እና አንደ አጠቃላይ ይህንን እንግዲህ ሀሳቤ ማየትና እና መመርመር ይኖርብናል ብዬ አስባለሁ። እንግዲህ ያው ከላይ ከላይ ብዙ ነገሮችን የምናይበት ሂደት አለ እንግዲህ አንዳንዴ በጣም የምናገርበት ሲረዝም አይቶ ያየው አይሄድም የሚልበት ሁኔታ አለ ማለት ነው። እና በዋናነት ደግሞ ትልቅ የሆነ ጥቅም የሚገኝበት ትልቅ የሆነ ስራ እንደሆነ ብለህ

እሺ በጣም ጥሩ እንግዲህ ይሄ ወደ ቀጣዩ ጥያቄ ገብተናል ማለት ነው። እንግዲህ ያው ወደ ቀጣዩ ጥያቄ ስንመለከት እንግዲህ ብዙ ነገሮችን እያየንበት ያለንበት ሂደት አለ። እንግዲህ የሆነውን ጥያቄ ስናየው እንግዲህ ያው ምርት የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው ምርት ስናይ እንግዲህ ምርት በጣም የምናይበት ሂደት አለ ማለት ነው። በእያንዳንዱ ቦታ ላይ የተሰማራ ሂደት የአንዳንዱን ግብአት የሚያመርት ኩባንያ ሊሆን ይችላሉ እንዲሁም ደግሞ ብዙ ድርጅቶች ሲኖሩ ይችላሉ ማለት ነው። ከዚህ ከዚህ አንፃር እንዲሁም ደግሞ በጣም ትልቁን ቦታ ያዘው የሀገራችንን ደርም ስንመለከት እንግዲህ በሚገባ አዝመራ አዝምሮ ወይም ደግሞ ብዙ ነገሮችን ለምሳሌ ስንዴ ጤፍ ብላ አውጥቶ ያው እየወውቃ ያለበት ነው የሚለው መጨረሻው ወደ መጨረሻው የተቃረበበት ሂደት አለ ማለት ነው። እና ወይንም ደግሞ ጥሩ በሆነ መንገድ ተንከባክቦ ጥሩ የሚባል ሁኔታ ወደ አውድማ አድርሶ አጭዶ ከምሮ በጣም ጥሩ የሆነ ሂደት አይቶ ከዛም በኋላ አሁን እንግዲህ በጣም ወደ ማምረት ወይም ደግሞ ወደ ምርቱ የሚደርስበት ሂደት አለ። እንግዲህ እና ከዚህ አንፃር እንግዲህ ብዙ ነገሮች የሚመረቱበት ሂደት አለ ማለት ነው። ጠቅላላ አርገተን ስናየው ማለት ነው እንግዲህ ምርትን ማለት ነው። እንግዲህ ያው በሀገራችን ክፍሎች በጣም ብዙ ነገሮች የሚመረቱበት ሂደት አለ ማለት ነው። እና ለምሳሌ ብዙ ነገሮችን ስለ ለምሳሌ አቡካዶ አለ ፓፓያ ሙዝ ማንጎ እንዲሁም ደግሞ የተለያዩ እነዚህ ትናንሽ የሚባሉት የቴምር አይነቶችን ሳይሆን ወጣ አድሮ የኛ የምንላቸው ወይም ደግሞ የተሻለቱ ያወጣሁት እንትን ይሰንጥልሽ ይወስድልሽ ያው ቢያንስ ምን እንደሆነ እና እንደ አጠቃላይ በጣም ጥሩ የሆነ እሱ ፌስታል ማለት ነው። አንዳንድ አጠቃላይ ጥሩ የሆነ የ ምርት ሂደት እንግዲህ በየትኛውም የአለም አገራት ላይ የምመረትበት ሂደት አለ ማለት ነው። እንግዲህ በሀገራችንም የምርት በጣም የተጥለቀለቀ በሚሄድበት ጊዜ በጣም ሁሉ ነገር የተመጣጠነ የሚሆንበት ሂደት የሚመጣበት ነበርና አሁን አሁን ላይ ብቻ በጣም ከባድ እየሆነ መጥቷል። እንጂ እና በኋላነት የምታደርገው ነገር በደንብ የምታውቀው ሰው ነው በደንብ ያየንበት ሂደት አለ ማለት ነው። እኔ ደስ እኮ አይደለም ያውቁት ደስ ያውቁት እና እንደ አጠቃላይ ጥሩ የሆነ ግንኙነት እና ጥሩ የሆነ ልምምድ የምናደርግበት ሂደት አለ ማለት ነው። በዋናነት እና እያንዳንዱን የሙያ ሂደትም ደግሞ በተገቢው መንገድ እንግዲህ ግንዛቤውን ይዘን በጣም ጥሩ በሆነ መንገድ መስራትና መተርጎም የተሻለ ይሆናል። ብያለሁ እንግዲያው በ ያንድ አንዱ ያን አንዱ ሂደት ነው ማለት ነው። እንግዲህ በደንብ መጽዳት ያለበት እና እንደ አጠቃላይ ይሄን ይመስላል ማለት ነው። ጠቅለል አርገተን ስናየውና እንደ አጠቃላይ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን ብዙ ማየት የሚገባንንም አይተን በተሻለ መንገድ እየቀጠልን እንገኛለን ማለት ነው። እና እንደ አጠቃላይ ጥሩ የሆነ ግንኙነት እያደረግን ያለንበት ሂደት አለ ማለት ነው። እንዴት ነው ታዲያ? የእያንዳንዱን ነገር ለማከናወን የት ያላችሁ ደግሞ እሺ ያንዳንዱ ነገር እና እኔንጃ እሱ ነኝ እርግጠኛ አይደለም። መሆን ያዘነው አንዳንድ ጥቃሬ ብዙ ነገሮችን ያየንበትም ሂደት አለ ማለት ነው። በምርት በኩል እንግዲህ በጣም በሀገራችን ከፍተኛ የሆነ የምርት ሂደት የማምረት ሂደት በጣም ማህበረሰቡ ይሄንን ተግባራዊ አርግቶ እየሰራበት ያለበት ሂደት አለ ማለት ነው። እና በዋናነት እንግዲህ ጥሩ የሚባል ሂደት ያከናወነ ይገኛል ማለት ነው። እና በዋናነት እንግዲህ እያንዳንዱን እያለ አይደለም እና እንደ አጠቃላይ ይሄን ይመስላል እንግዲህ ያው ምርትን ስናየው ደግሞ ምርት የማምረት ሂደትም ሆነ የአንዳንዱ በተለያየ ድርጅቶች ላይ የሚሰራ ስራ ነው ማለት ነው። እንግዲህ በተለያየ ግለሰብ መኮንኖታል በደንብ የማምረትና የማከፋፈል እንደዚህ ነው። የማውራት እና እንዴ እንዴት አለው? ያው ካዲያ ወዲያው ተመለስኩ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ያው ብዙ ጥያቄዎች እያነሳን ብዙ ጥያቄዎችን እየተመለከትን ያለንበት ሂደት አለ ማለት ነው። እንግዲህ ያው እያንዳንዱ ስራዎች በጣም ጥሩ እንቅስቃሴ እያደረጉ ይገኛሉ ማለት ነው። እንግዲህ ያው የመስ ወደ ጥያቄው ስገባ የመስከር ወረቀት የምስክር ወረቀት የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው የምስክር ወረቀት እንግዲህ በጣም በብዙ መንገድ የምናይበት ሂደት አለ ማለት ነው። እንግዲህ የምስክር ወረቀት በጣም ጥሩ የሚባል ነገር ነው ማለት ነው። ምክንያቱም ምስክር እንግዲህ ለየትኛውም ጥያቄ ለየትኛውም እውነት ማለት ነው በጣም ምስክር ያስፈልጋል ማለት ነው። ደግሞ የምስክር ወረቀት ሲደግፍ ይኖርብሃል የትኛውም አለም ኤክስፒሪያን ማለት ነው። እና እዚህ አንፃር እንግዲህ ብዙ ነገሮችን የሚቀያየሩበት የት ሲኖራል ማለት ነው። እና የአጠቃላይ ይሄ ነገር እኩል ነው ማለት ነው። እና በብዙ መንገድ በቃ እያንዳንዱ ነገር ከምታስበው በላይ እየተቀየረብን እንደሆነ ወደ ምሳሌ ታላለህ አዎ የሚለውን የእያንዳንዱን የምስክርነት ውጤት በደንብ መጠበቅ ይኖርብናል ማለት ነው። እንዲህ በደንብ መጠበቅ ነው የሚለው አይደለም ይሄ የሚባል ሚስጥር የለውም። እና እንደ አጠቃላይ ብዙ ነገሮችን ስንመለከት ያው እንግዲህ እያንዳንዱ ነገር ያው ተጠያቂነት ያለው ስራ ስንሰራ ወይም ደግሞ ጥሩ የሆነ መንገድ ስንሰራ ያው ሰዎች ለኛ ነው የሚረዱበት እና በጣም የሚያዩበት ሂደት መንገድ በጣም የሚለያይበት እውነት አለ ማለት ነው። እንግዲህ በኋላ ሁለት ሁለት እና እና እንደ አጠቃላይ ይሄን ይመስላል ማለት ነው አጠቃላይ ይሄንን ይመስላል ማለት ነው። ጠቅለል አድርገን ስናየው ማለት ነው እያንዳንዱ የምስክር እውቀት እንግዲህ ብዙ ነገሮችን ለመተግበር እና ብዙ ነገሮችን ለማወቅ ማለት ነው። እንግዲህ ያው የምስክር ወረቀት ያስፈልጋል ማለት ነው። ለምሳሌ አንድ ምርመራ የሚደረግበት ቦታ ላይ አንድ ሰው ወንጀል ሰርተሃል ተብሎ ሲጠየቅ ወይም ደግሞ የአንዳንድ ነገር ሲነሳለት ምስክር ያስፈልገዋል እና የምስክር ወረቀት የሚሰጥበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ ጥቅም ነው ማለት ነው። እኔ አይቻለሁ ማለት ነው። ምክንያቱም ቡድኖች ስናይ አይቻለሁ የሚለው ያው የትል የሆኑበትን ወገን ቶሎ ዋናነት ያው በግድ ማለት ብቻ ሳይሆን ጥሩ የሆነ ገንዘብ ይገኛል የሚለውን ነገር በደንብ ታሳቢ አርግተን የመንቀሳቀስ ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን የመቀየር እና የመትግበር ሂደታችን በጣም ሌላ ቀን መሆን ይኖርበታል ማለት ነው። እና በዋናነት ጊዜ የሚጠየው የሚገባ የማወጣበት ነው ማለት ነውና። ያንዳንድ ነገሮችን እና ብዙ ነገሮችን ሜቢ እንደው አጠቃላይ ይሄ ብዙ ነገሮችን ያው የእያንዳንዱ አንዳንዱን ሂደት ነው የምለው ያንን እንደዉም እና አና ጠቃላይ ይሄን ይመስላል እንግዲህ ጠቅለል አድርግተን ስናየው ማለት ነው። እና ብዙ ነገሮችን ወደ የለለው እና እና እና እንዳጠቃላይ ይሄን ይመስላል ጠንካራ እና እንግዲህ በጣም ብዙ ጥሩ መንገድ እየተንቀሳቀስን እና ብዙ ነገሮችን እያየን ያለንበት ሂደት አለ ማለት ነው። እና ያው እንግዲህ የምስክር ወረቀትም ሆነ የምስክሩን ሂደት በደንብ ከግንዛቤ ውስጥ ከተን በደንብ መያዝ ይኖርብናል ብዬ አስባለሁ። እና እያንዳንዱን ነገርም በተገቢው መንገድ ብዙ ጥረቶችን የማድረግ ሀላፊነት እንግዲህ ከእኛ የሚወሰን ይሆናል ማለት ነው። ወይም ደግሞ እኛ የግድ ይልናል ማለት ነው። እና ከዚህ አንፃር እንግዲህ በጣም ጥሩ የሆነ ግንዛቤ እንዲይዝ ምናረግበት ሂደት አለ ማለት ነው። እና እንደ አጠቃላይ ይህን ይመስላል እንግዲህ ጠቅላል አርግቼ ስመለከተው ማለት ነው። ለኋላ አመት እያንዳንዱን ነገር

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው እንግዲህ የመጨረሻ ቀን የሚል ጥያቄ ነው ማለት ነው። እንግዲህ የመጨረሻ ቀን ያው እንግዲህ ያው እያንዳንዱ የስራ ሂደት ወደማለቁ ይመስለኛል እና በጣም ጥሩ ነው በጣም ደስ ብሆናል አሪፍ ጊዜን ያሳለፍንበት ሂደት አለ ማለት ነው። እና እንግዲህ ያው የመጨረሻ ቀን ዛሬ ሳይሆን ይመስለኛል እንደተረዳሁት እና ያው እንግዲህ በሚገባ ሰርተናል አሪፍ አርግተን ተንሰርተናል እንግዲህ ያው የእናንተን እንግዲህ ምን ያህል እኛ እንደለፋንበት ምን ያህል እንደጣርንበት ያው የሚገባ የሚታይ ሂደት ነው ማለት ነው። ከስራችን አንፃር እና ከዚህ አንፃር እንግዲህ ጥሩ የሆነ ሪዋርድ እንደምናገኝበት ከእናንተ ሙሉ እውነት አለን ብዬ አስባለሁ። እና እንግዲህ ያው የመጨረሻ ቀን እንግዲህ በየትኛውም ቦታ ላይ የመጨረሻ ጊዜ የመጨረሻ ሰዓት ይኖራል እንደው የመጨረሻ ደቂቃም ይኖራል ማለት ነው። እንግዲህ የመጨረሻ የሚካሄደው ነው ወይም ደግሞ እያንዳንዱን ነገር ተግባራዊ አርግተን በደቂቃ ራሱ በማይክሮ ሰከንድ የመጨረሻ ጊዜ ይኖራል ማለት ነው ወይም ደግሞ ቀን ይኖራል ማለት ነው። እና እንደ አጠቃላይ ያው ብዙ ነገሮችን በ በየአንዳንዱ ሂደት ውስጥ እንግዲህ የመጨረሻ ቀን እንዳልነው ይኖራል ማለት ነው። እንግዲህ በአመታት ውስጥም የመጨረሻ ቀን እንግዲህ መጨረሻ ላይ የምትመጣዋ ትሆናለች እንዲሁ ደግሞ አሮገውን አመት ለመሸኘትም የመጨረሻው ቀን ትመጣለች ማለት ነው። እንግዲህ ይሄ በዋናነት በጣም ትልቅ የሆነ የግንዛቤ ሂደትን የምናገኝበት ሂደት አለ ማለት ነው። ምክንያቱም ለእያንዳንዱ ነገር እንግዲህ የመጨረሻ ሂደት ሲኖረው ወይም ደግሞ ጥሩ የሚባል ደረጃ ሲኖር ሰው ወይም ደግሞ እያንዳንዱ ነገር ጥሩ በሆነ መንገድ እየሄደ በጣም ባላሰፋው ነው በጣም አይተሰብም ነውና አባይ ያገኘሁበትን የት አለ ማለት ነው። እና እያንዳንዱን ነገር በጣም በተቻለ መንገድ እያንዳንዱን የመጨረሻ ቀን በደንብ መረዳትና በአውት በአውት ነው። እንግዲህ የቀን ብዙ መስክ ሳራቁ ሳራቅ ብትል ይግዜው ሳትወጣ ዝም ባለት እጄ እጄ ነው የምለው እጄ ነው እና እንደ አጠቃላይ ይሄንን ይመስላል ማለት ነው። እንግዲህ ጠቅላላ አርግተን ስናይ እንግዲህ የመጨረሻ ቀን ማለት ነው። የመጨረሻ ክረኝ እንግዲህ በጣም ትልቅ የሆነ ደስታና የሆነ የማይ በዝያ ሳልሆን አይደለም። እና ባጠቃላይ በጣም ጥሩ እየሆነ በጣም ብዙ የምባጅ እና እንደ አጠቃላይ በጣም ጥሩ የሆነ ንስቃሴ ምናደርግበት ሲቲክ አይደለም። እና እንደ አጠቃላይ በጣም ልዩ ልዩ የሆነ የእውቀትም የእያንዳንዱን የአድማስ ሂደት በደንብ የምንረዳበትና የምናውቅበት ሂደት መኖር አለበት ማለት ነው። እና በዋናነት እና እንደ ጠቃላይ አዎ አጠቃላይ ልዩ ላይ የእያንዳንዱን የቀናት ሂደቶች ስንመለከት እንግዲህ ያው ከሰኞ እስከ እሁድ ስንመለከት ሰባት የሚሆንባት ስልት አለ። እንግዲህ በዚህ ምክንያት የአጠቃላይ ጥሩ የሚባል ነገሮች የሚለውጡበትና የሚቀይሩበትን ሂደት እዚሁ ጋር ተያይዞ በደንብ አለ ማለት ነው። እና ለእያንዳንዱ ጥያቄ በሆነ ለእያንዳንዱ ምላሽ በደንብ የመስራት ሂደት ይኖርብናል ማለት ነው። እና እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ ይሄ ግንዛቤው ለውጥ ሊኖረን እና በደንብ ልንረዳ ይገባናል ብዬ አስባለሁ። ምክንያቱም ለእያንዳንዱ ነገር በጥያቄነታችን ከፍተኛ የሚሆንበት ሂደት ስለሚኖር እንግዲህ የመጨረሻ ቀን የሚለውንም እንግዲህ ከዚሁ ጋር አያይዘን ስናየው በጣም አንዳንድ ጊዜ ሰዎች ላይ መልሶ የሚሰናበቱን ሰዓት ይኖራል እና እንዲሁም ደግሞ በጣም በተገቢ መንገድ አሪፍ ሄዶ በጣም በተረጋጋ መንፈስ እንግዲህ ወይም መሄዳቸውን ሂደት በደንብ ነግረው አጣርተው የሚለቀቁበት በጠላ ማለት ነው። ደስ ይላቸዋለሁ ደግሞ በጊዜ ቆይ አሁን እንትን አላቀቅ አለኝ የሚለውን ሂደት ነው አለ እያንዳንዱ ነገር እስቲ በሚገባ አይተን

እሺ በጣም ጥሩ እንግዲህ አዎ እንግዲህ ወደ ቀጣዩ ሂደት እንግዲህ መጥተናል ወይም ደግሞ ወደ ቀጣዩ ጥያቄ መጥተናል ማለት ነው። እንግዲህ ያው አቀራረብ የሚል ሂደት ነው እንግዲህ ያው ሰዎችን እንግዲህ በተለያየ መንገድ በተለያየ እውቀት በተለያየ እሳቤ እንግዲህ ሰዎችን በደንብ የምንቀርብበት ሂደት አለ ማለት ነው። እንግዲህ በተለያየ መንገድ ሰዎችን በተገቢው ሁኔታ የምንቀርብባቸው መንገዶች አሉና እንግዲህ ያው ያንን ደግሞ በአሪፍ በሆነ መንገድ የመቀራረብ ሂደትን በደንብ ማስፋት ይኖርብናል ማለት ነው። ምክንያቱም ብዙ ነገሮች የሚቀየሩበት ሂደት ስላለ እነሱንም ከእነዚህም ጋር ታሳቢ አድርገን ወይም ደግሞ ከእነዚህ ጋር ግንዛቤ አድርገን በደንብ የተሻለ ነገር ነው ማየት የምንችልበት ሂደት አለና ቅድም ወዲያው ወዲያው ሰረ ያየሁት ሂደት አለና በኋላ ናት ያንን እውቀት ሂደት ማለት ነው በጣም የ በተሻለው መንገድ የምናይበት እና የምንለይበት ሂደት ያላልኩኝ ነው የተባለው። እና አንብተኛለሁ ያላልኩኝ ይሄ ዋና ይሄ ዋና ይላሉ እና ይሄን ይመስላል እና እና አጠቃላይ በጣም ጥሩ የሆነ ንግግሮችን እና ጥሩ የሆነ ምልከታዎችን እያየንበት ያለንበት ሂደት አለ ማለት ነው። እና አቀራረብ እንግዲህ በጣም ከሰዎች ያለንን የማቀራረብ ሂደት ወይም ደግሞ ሰዎች ያለንን የራሳችንን ግንኙነት እንግዲህ በተገቢው መንገድ ማከናወን እና መተግበር ይኖርብናል ማለት ነው። ለእያንዳንዱ ነገር እንግዲህ ጥሩ የሆነ ምላሽና እውቀት የምናይበትና የምንረዳበት ሂደት ስላለ ከዚህ አንፃር እንግዲህ በጣም የተመቻቸና የተስተካከለ የሆነ የወጥ የሆነ ሂደቶችንም በደንብ ማየትና መመርመር ይኖርብናል ብዬ አስባለሁና እና ጠቅላላ አድርገን እንግዲህ ስንመለከተው ብዙ ነገሮች ቢቀየሩበት ሂደት አለ ማለት ነው። በዋናነት እንግዲህ ለእያንዳንዱ የጥያቄ ሂደትም ሆነ ለእያንዳንዱ የምላሽ ሂደት በጣም በተገቢ መንገድ መመለስ እና በተገቢ መንገድ ጥያቄውን በደንብ መጠየቅ በጣም ላንቺ እንደ ዶክተር የምናይበት ሂደት ነውና እያንዳንዱ ያው የሙያ ክህሎት ማለት ነው። በጣም በጣም ጥሩ የሆነ የእንቅስቃሴ ሂደት አስታውሰው የእየ አንዳንዱን ሂደት ማለት ነው። በጣም በጣም እና እና እንደዚህ ከላይ ተመልሶ ወይም ደግሞ ከላይ የመጣበትን ሂደት በደንብ አይተን ደግሞ ተገንዝበን በሚገባ የቀራረብ ሂደቱንም ደግሞ ወይም ደግሞ የአመጣጥ ሂደቱንም በደንብ ይሄንንም ተገቢውን የሆነ እንቅስቃሴ ልናደርግበት እና ወይም ደግሞ ልናየው ወይም የሚገባበት ሂደት አለማለት ነው። በዋናነት ስንመለከት እና እንግዲህ እያንዳንዱን ነገር ተግባራዊ ለማድረግ በጣም የተሻለ ነው መሆን እና በሚገባ ገባህ እያንዳንዱን ነው እና ደንገጧል የሚለውን ሂደት በደንብ የምናይበት ሂደት አለ ማለት ነው። እንግዲህ የተደገጡ የተለያዩ የአሰራር ሂደቶች የሚያስደግፉ ሁኔታዎች ይኖራሉ አንዳንዴ እንግዲህ ብዙ ነገሮችን የምንቀይርበትና የምንረዳበትም ሂደት ስለሚኖር ያው እንግዲህ አቅራረብ ሂደታችንንም በዚሁ ልክ በተገቢው መንገድ መተግበር ይኖርብናል ማለት ነው። እና በዋናነት ያው የተሻለ ነገርን ለመፍጠር የተሻለ ሀሳብ ማሰብ ትልቁን ቦታ የሚይዝበት ሂደት አለ ማለት ነው። እና እያንዳንዱ ነገር ወደ ማለቁ በሚገባ ብቻ ማንኛውም ነገር ወይ የምንችለው እንደው እንግዲህ የምለውን እያንዳንዱን የክህሎት ሂደትም ሆኖ የማመራራት ሂደትም ሆነ እያንዳንዱ የትልቅነቱ ያ እና እንደ አጠቃላይ ይሄንን መስራት አለብን ቀርተን መረከብ አለብን ለእያንዳንዱ ነገር እንግዲህ ያው በተጠያቂነት ያለው ማህበረሰብ ሲኖር በጣም ጥሩ ነገሮች የሚፈጠሩበት ሂደት አለ ማለት ነው። በዋናነት እና ከዚህ አንፃር እንግዲህ በጣም ጥሩ የሆነ ያው የአቀራረብ ሂደት ከሰዎች ጋር ይኖረን ይገባል ብዬ አስባለሁ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ያው ወደ ቀጣዩ ጥያቄ ስንገባ ጃንዋሪ የሚል ጥያቄ ነው። እንግዲህ እያንዳንዱን ሂደቶች በጣም እያየንበት ያለንበት ሂደት ነው ማለት ነው። እንግዲህ ያው ጃንዋሪ የሚለው እንግዲህ ያው የእንግሊዘኛ ቃል ነው። እንግዲህ ጃንዋሪ ማለት አሁን ካለንበት ወር አንድ ወር ወደፊት ያለው ማለት ነው። እንግዲህ አሁን ያለንበት ያው እንደሚታወቀው በሚገባ እንግዲህ ያለንበት ወር አሁን ታህሳስን አልፈን በሚገባ ጥርን ልንጨርስ ጥቂት ወራት ነው። የቀረን በኢትዮጵያ አቆጣጨር እንዲሁም ደግሞ በውጪዎች አቆጣጠር ያው ጥር ገብቷል ወይም ደግሞ ፌብሩዋሪ ገብቷል ማለት ነው። እና ጃንዋሪ የሚለው ቃል ደግሞ ያው ከፌብሩዋሪ ሲቀጥል ስለሆነ ያው እንግዲህ ያው በጣም ጥሩ የሆነ ጊዜም እንደሚኖር በጣም እርግጠኛ ነኝ ብዬ አስባለሁ እንግዲህ የተሻለ ነገርም እናያለን ማለት ነው። እንግዲህ ያው በሚገባ እንግዲህ የወራት ሂደቶችንም በጣም በብዙ መንገድ በጣም በእያንዳንዱ ሁኔታዎች በጣም አጉልተን የምናይበት ሂደት አለ ማለት ነው። እንግዲህ ከዚህ ከዚህ የተሻለ ሂደቶችንም እንግዲህ በብዙ መንገድ የምናይበትና የምንረዳበት መንገድ አለ ማለት ነው። እንግዲህ ያው የአንዳንዱን የእውቀት ደረጃም በደንብ በትግባር የምናይበት ሂደት አለና ማለት ነው። ያንን ሂደቱን ደግሞ ጫጩና የሚገባ ምን እናደርግበት ነው? አላውቅም ያው እያንዳንዱን ነገር ወደተሻለ ቦታ ሄደን የምንሄድበት መኖር አለበት ማለት ነው። የሚለውን ሂደት በጣም ጥሩ የሆነ አካሄድ የምናይበት ሂደት አለ ማለት ነው። ለምሳሌ ያው መስከረም ጥቅምት ህዳር ታህሳስ ጥር የምንልባቸው እንዲሁም የካቲት መጋቢት ሚያዝያ ግምቦት ሰኔ ሀምሌ ነሀሴ መስከረም ብለን የምንጠራቸው የወቅት አይነቶች አሉ ማለት ነው። እንግዲህ ወይም ደግሞ የወራት ሂደቶች አሉ ያው በሀገራችን ያሉ ወራቶች አስራ ሁለት ናቸው ማለት ነው። እንግዲህ ያው ከወራቶች ጋር ተያይዞ እንግዲህ ብዙ ነገሮች የሚቀያየሩበት ሂደት አለ በጣም በጣም ብዙ ለውጦች የምናይበት ሲደግ አለ ማለት ነው። እንግዲህ ያም ለውጥ ምንድነው? የሚለውን ስንመለከት እንግዲህ ያው ለምሳሌ አሁን ያለንበት ሂደት በጣም ከባድ የሆነ ሀሩር የሆነ የበጋ ሂደት ነው የምናየው ማለት ነው። ግን ብቻ በተቻለ መንገድ ያው ያው የእያንዳንዱ ቁሽ ቡድኖችን መራዘም እና አንድ አጠቃላይ በጣም ጥሩ የሆነ እህል አንተንም እናከናውንበት ሁነት አለ ማለት ነው። ጠላላ አድርገን ስንመለከተው ማለት ነው እና እንደ አጠቃላይ ጥሩ የሆነ ሂደቶችን ወይም ደግሞ ጥሩ የሆነ ነገሮችን በደንብ በተግባራዊነት የምንገልጽበት ሂደት ይኖራል። እና በተለያየ ሂደት ውስጥ እንግዲህ ያው ወራት ወራትን እየተኩ በጣም ብዙ ዘመት ዘመናትን እየተኩ እንግዲህ ደግሞ አመታት አመታትን እየተኩ በጣም በጣም የተሻሻለ ነገር ያለበት ሂደት ላይ የደረሰበት ማለት ነው። እንግዲህ ሁሉ ነገር ሲባል ነገር እያንዳንዱን ነገር እንግዲህ ወጣ በተገቢ መንገድ ምንተገብርበት ሂደት ነበርና በዋናነት እና እንደ አጠቃላይ ጥሩ የሆነ የግንዛቤ ማግኘት ወይም ደግሞ የግንዛቤ መኖር በጣም ትልቅ ጥቅም አለው ማለት ነው። እና እና በጣም የተሻለ ነው ብዬ አስባለሁ። በጣም በጣም እና የአዳድሮ ነገር በጣም የመንገድ ተነየው የመንገድ ነገር ነው መልካም የሆነ ይገትልኝ ማለት ነው። እንደ አጠቃላይ ስንመለከተው እና እያንዳንዱን የወቅት ሂደቶችንም በሚገባ ያየነውን ደግሞ እየተረዳን እንግዲህ ስንሄድ ብዙ ነገሮች የሚቀይሩበት ሂደት ይኖራሉ ማለት ነው። እና ከዚህ አንፃር ነው እንግዲህ ብዙ ማየትና መተንተን ነው ያለብን ብዬ አስባለሁ። እና ያንዳንዱን የእውቀት ማንነትና መንነት ምንነት በደንብ በደንብ ለየናል ነው። ሂደት እና እና እና ተቀራይ ያው የእያንዳንዱን ነገር ስንመለከት

እሺ በጣም ጥሩ እንግዲህ ያው በቀጣዩ ጥያቄያችን ስንገባ ያው እንግዲህ ስናይ እንግዲህ አይን የሚል ሂደት ነው እንግዲህ ያው አይን ማለት እንግዲህ በጣም የሰው ልጆች በዋነኝነት እንግዲህ ወጣም ከሚታሰበው በላይ የሚገለገሉበት ወይም ደግሞ በጣም ሰዎች እንግዲህ በጥሩ መንገድ አይናቸውን የሚያዩበት ወይም ደግሞ አይናቸውን በሚገባ ተጠንቅቀው የሚኖሩበት ሂደት አለ ማለት ነው እና ከዚህ ጋር ተይዞ አይንን በሚገባ መንከባከብም ሆነ በጣም በጥሩ መንገድ መመልከት በጣም ትልቅ የሆነ ዋስትና ነው ማለት ነው አይን ለእያንዳንዱ ነገር ለመስራት ማለት ነው ብዙ ነገሮችን የመጠየቅ እና የማወቅ ጉጉት ያለው ሰው አይኑን መክብር የሚይዝበት ሲል ተለማል ነው ጊዜ ሂደት እና ጊዜ ማሳካው ይሆናል ብዬ አምናለሁ። ይገባል። ከዚህም በተገናኘ እንግዲህ ጥሩ ነገሮችን እኔ የምናይበት የምንሰማበት ሰው የሚኖሩት ማለት ነው። እና እስኪ የሆነ ነገር እንድንል እና አጠቃላይ በጣም ጥሩ የሆነ የእያንዳንዱን የ አይን ሂደት ወይም ደግሞ አይናችንን በሚገባ ተግባራዊ እርግተን የምናይበት ሂደት አለ ማለት ነው። እንግዲህ ማንኛውም ሰው እንግዲህ በጣም ትልቅ የሆነ ትልቅ የሆነ መሰረታዊ ነገር ወይም ደግሞ በጣም ከባድ በሆነ መንገድ የተሰጠው ትልቁ ጸጋው እንግዲህ አይን ነው ማለት ነው። የሰው ልጅ እንግዲህ አይን ሲኖረን በጣም ብዙ ነገሮችን የምናይበትና የምንሰማበት፣ የምንረዳበት፣ የምንጓዝበት ሂደት አለ ማለት ነው። በዋናነት ይሄ ደግሞ በጣም ትልቅ የሆነ የአስተሳሰብ ነው ውጥና የአመለካከት ነው ውጤት የምናገኝበት ሂደት ነው ማለት ነው በእያንዳንዱ የስራ ዘርፍ ላይ ተሰማርተን የምንሰራበት ሂደት ነው ማለት ነው። እና እያንዳንዱ በዛ ደግሞ ያን አለ ጥሩ ችግር አይኖርም ማለት ነው። እና ተረዳሽኝ? እያንዳንዱ ነገር በጣም በሚገባ መንገድ እየመጣ ነው ያለው። አሁን አሁን ላይ አሁን ጥሩ በሆነ መንገድ እያየነውና እየተረዳነው እንገኛለን። እና ከዚህ ጋርም እንግዲህ ያው በዋናነት ወደ ህይወታችንም ስንመጣ ወደ አይን እይታችንም ስንመጣ በጣም ብዙ ነገሮች አይችሉበት አለም እንደመሆኑ መጠን ያው አይናችንን በሚገባ የምትጠቀምበት አጠቃቀም በጣም ወሳኝ የሆነ ማድረግ የኛ ድርሻ የሚሆንበት ሂደት አለው ማለት ነው። እና በዋናነት እንግዲህ ጥሩ የሆነ የአይናችንን የመንከባከብና የመያዝ ህይወትን በደንብ መላበስ ይኖርብናል ብዬ አስባለሁ። እና ጥሩ የሚሆነው የእንቅስቃሴ ሂደት ምንም ደግሞ ጥሩ የሆነ የአመለካከት ሂደትንም በደንብ ከግንዛቤ ውስጥ ከተል እያንዳንዱን ነገር በተሻለ መንገድ መጣርና መተግበር በጣም ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ ያው አሁን ያለበት ሁኔታ ያው እያንዳንዱ ሂደቶች ውስጥ ቢሆንም ያው ደግሞ በየአንዳንዱ የእርከነ ጦር ወደ ውስጥ ይሁን ይገባው ይሁን ይገባው ያን አንድ ነገር ሼር ሄደህ አምላክ ያንን ነገር አሁን አሁን አዎ እና እንደ አጠቃላይ ጥሩ የሆነ የእያንዳንዱን የምናይበትንም ሂደት በደንብ ተግባራዊ አድርገን የማየታችንን ክህሎት ማሳደግና መመርመር ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ እይታንም መፍጠር ለእኛ ትልቅ የሆነ ሂደት መኖር አለበት ማለት ነው። እና አይናችንን እንግዲህ በጣም በጥንቃቄ በጥንቃቄ መያዝ ይኖርብናል ማለት ነው። ለምክንያቱም አይናችን እንግዲህ ትልቅ የሆነ ዋስትናችን እንደመሆኑ መጠን ለብዙ ነገሮች እንግዲህ ያው አይናችንን ለአቧራ ሊጋለጥ ይችላል። ለተለያዩ እንጨቶች ሊመቱት ይችላሉ። አጋጣሚ ሆኖ እንግዲህ እንደውም ነገር ሊኖረው ስለሚይችል አይናችንን በጣም ትልቅ ዋስትና መስጠት ይኖርብናል ማለት ነው። የሆነ የኑሮ ሂደትም ወይም ደግሞ የኑሩ ዋናኛ ምቹ ያልሆኑ ቦታዎችም ይኖራሉ እንዲሁም ደግሞ ምቹ የሆኑ ቦታዎች የሚኖሩ እንግዲህ አይናችን በጣም ከብዙ ቁሻ ከብዙ ስህተት በጣም ጥሩ የሚሆንበት ሂደት አይቻለሁ ማለት ነው። እና አጠቃላይ ይህን ይመስላል። ጠቅለል አድርግተን ስናየው ስናየው እንግዲህ ጫቱ የዚህ ደግሞ የጫፍ ስራ ያ እንትናዬን ሰውዬ አዛው እኛው ያኛው ያ ረጅሙ ደግሞ የተሻለ የአይን እይታችንን የምናይበት ያው እንግዲህ የሰው ልጅ ሁለት አይነት ነው ያለው። እንደ አጠቃላይ እና ሁለት አይኖቹን በሚገባ ከተጠቀመበት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችንም ስንገባ እንግዲህ ያው ላክ የሚል ሂደት ነው ማለት ነው። እንግዲህ ያው ላክ ስንል ብዙ ነገሮችን የምንልክበት ሂደት አለ ማለት ነው። እያንዳንዱን እኛ የምንፈልጋቸውን ነገሮች በሚገባ የምንልክበት ሂደት አለ ማለት ነው። የእያንዳንዱን የሙያ ሂደትን በደነብ ተመልክተን ወይም ደግሞ በደንብ ከተረዳን በኋላ በጥሩ መንገድ ያው ሰዎች የሚደሰቱበትን የእያንዳንዱን የሙያ ሂደቱን ወይም ደግሞ የእያንዳንዷን ክህሎታችንን እንግዲህ ለሰዎች የምንልክበት ወይም ደግሞ የምናሳይበት ሂደት አለ ማለት ነው። እንግዲህ ብዙ ነገሮች እንግዲህ ለሰዎች የምንልክበት ሂደት አልነበረም። ሩቅ አገር ላይ ያሉ ሰዎች እንግዲህ የተለያየ ነገር ላኩልን ወይም እንዲህ አድርጉልን እንዲህ አድርጉልን የሚሉን ሂደት አለ ማለት ነው። እንግዲህ ከዛ ጋር ተያይዞ ምንልክላቸው ነገሮች ይኖራሉ ማለት ነው። ጠቅለል አድርገን ስናየው እና ከዚህ ጋር ተያይዞ እንግዲህ ብዙ ነገሮች ለሰዎች የሚላክበት ሂደት አለ ማለት ነው። እና ያንን የላክንላቸው ወይም ደግሞ የፈልጉትን ነገር በሚገባ ስንልክ ብዙ ነገሮችን የምናገኝበት ሂደት ይኖራል። ማለት ነው ያ ሰው አንደኛ ምስጋና ይሰጠናል ወይም ደግሞ ሁለተኛ እነሱም ደግሞ በተራቸው በጣም ብዙ ነገሮችን ውለታ ሊውሉልን ይችላሉ ማለት ነው። እና በየትኛውም ቦታ ላይ መልካም የሰራ ሰው በጊዜ ሂደት ሲያገኘው ማንኛውንም ሰው ከየትኛውም ሰው በፊት ነው እሱን በሚገባ የሚጠራውና እስኪ እዛ ጋር ሄድ በይና እስኪ የአንዳንዱን ቅድስት ሂደት በጣም ተረጅው ማለት ነው። እና እስኪ እያንዳንዱ ነገር ለማወቅና እና አባቴ ያለውን ሂደት በደንብ የምንጠይቅበት እና ወይም ደግሞ ወደዚህ ቦታ ሂድ ብለን የምንልክበትም ሂደት አለ ማለት ነው። እና ለእያንዳንዱ ነገር እንግዲህ ትልቅ የሆነ ለእኛ ዋስትና የሚሆነውን ነገር ደግሞ ለእያንዳንዱ ሰዎች ጥሩ የሚባለውን ነገር በተሻለ መንገድ የመግለጽ እና የማስተዋል የመረዳትና ሂደትን በደንብ ተርተን ብዙ ነገሮችን መቀየር እና መስማት የምንችልበት ሂደት አለ ማለት ነው። በቃ ከባድ ነው ይኸውልህ አሁን የእያንዳንዱ የ የ እያንዳንዱ ሂደትም ደግሞ እያንዳንዱ ሁኔታ በጣም አስቸጋሪ ለመሆን እየሞከርን ነበር። ግን እና በዋናነት ያው እንግዲህ ስንመለከት ያው ላክ የሚለው እያንዳንዱ ነገር ብዙ ለምሳልሌ ብዙ ነገሮችን ለሰዎች የምንልክበት ሂደት አለ ከሀገር ውስጥ ሊሆን ይችላል ከሀገር ውጪ ሊሆን ይችላል ለምሳሌ የተለያዩ ለሰዎች የሚጠቅሙ የመዳኒት አይነቶች ሊሆን ይችላሉ። ወይም ደግሞ ሻላሪቶች ማለት ነው። እንዲህ የሚባሉ ሰዎች አየሁ አያወጡኝ ያቺን በኋላ ይወራሉ እና አምስት እና አጠቃላይ መላክ ሂደት ወይም ደግሞ ለሰዎች በተግባራዊነት እንግዲህ የማስተላለፍ ያው የተሻለ ለውጥና የተሻለ ብልህነት የምናገኝበትም ሂደት ስላለ ይሄንን ታሳቢ አድርገን በደንብ መስራትና መተንተን ይኖርብናል ማለት ነው። በዋናነት እንግዲህ ጥሩ የሚባል የባለሙያ ሂደትን ስንመለከት ያው ለእያንዳንዱ ነገር ተጠያቂነታችን እኛ ራሳችን እንደሆነ የሚያሳየን እንግዲህ ብዙ ነገሮችን ስንመለከት ስለዚህ ይሄንንም ታስቢ አድርገን በተሻለ መንገድ እንግዲህ እውቀት ማግኘት እና ብዙ ነገሮችን ከሰዎች ጠይቀን እንግዲህ ብዙ ነገሮች እንደው ልክ እንዳውቅነው ሁሉ ሰዎችን በጣም ብንፈልገው ሚዲያ በኩል መላእክት ይኖራሉ እና እያንዳንዱ ያህል ያው በደንብ አስበበንበት አቅደንበት እና ይሄንን ከባድነዋ እና እንደ አጠቃላይ በጣም ትልቅ የሆነ የሰዎች ጉልበት እንቅስቃሴም ደግሞ ሰዎችን ያካሄድ ሂደት በደንብ በግንዛቤ ውስጥ አድርገን ብዙ ነገሮችን መቀየር እና ማወቅ እና መረዳት ይኖርብናል ማለት ነው። ጠቅለል አድርገን ስናየው እንግዲህ ይሄን ይመስላል እያንዳንዱ ነገር ማለት ነው። እና በዋናነት ያው እያንዳንዱን የስራ ሂደት እንግዲህ ጥሩ የሆነ እሳቤ ሲኖረን እንግዲህ ብዙ ነገሮችን ለሰዎች የምንልክበት ሂደት ይኖራል ማለት ነው እና እንደ አጠቃላይ ይህን ይመስላል እንግዲህ የመላክ ሂደት ማለት ነው እንደጠቃላይ ስናየው።

እሺ በጣም ጥሩ እንግዲህ አሁንም ወደ ጥያቄው ወደ ቀጣዩ ሂደት ስንገባ እንግዲህ በጣም ብዙ ነገሮችን እያየን እና የተረዳን ያለንበት ሂደት አለ ማለት ነው። እንግዲህ በዋናነት እያንዳንዱ የጥያቄ አይነቶች እንግዲህ በልዩ ሁኔታ እየሰሩ ወይም ደግሞ እየተንቀሳቀሱ ያሉበት ሂደት አለ ማለት ነው። እና እንግዲህ በዋናነት ያው ብዙ ነገሮችን እያየን እና እየተረዳን ያለንበት ሂደት አለ ማለት ነው በዋናነት እንግዲህ ጥያቄዎቹን በጣም በጥሩ መንገድ እያየናቸው ነው ማለት ነው። እንግዲህ ትምህርት የሚለው ሂደት እንግዲህ በጣም ትምህርትን እንግዲህ ስናይ ማንኛውንም ነገር ለማድረግ ምንም ለመስራት እውቀት እና ልምድ በጣም ትልቅ የሆነ የሚገባን ዋናኛ የኛ መሳሪያ ነው ብዬ ነው የማስበው። እኔ እውቀትን ማለት ነው ወይም ደግሞ ትምህርት ነው ማለት ነው ምክንያቱም ብዙ ጊዜያትን ያውቀዋል ማለት ነው። በጣም ብዙ ኪሎሜትሮችን ተጉቼ ስማር ወጣነቴ ማለት ነው። እና በጊዜ ሂደት ግን የን ያው አድርጌ ያው እዚህ አስፉር ገቡ። እና እዚህ ገብቼ እንግዲህ በሚገባ እዚኛ ስራ የምሰራበት ቤት አለ እና ግን በነገራችን ላይ ያው የዚህ የየእንትኖች የአንድ ቀን ብቻ ያለው ማለት ነው። ምክንያቱም በእያንዳንዱ ነገር ምንም ዋስትና የሌለበት ነገር ነው ብዙ ነገሮችን ሊፈጠር የሚችሉበት ቤት ሲሚኖር ይሄንንም ታሳቢ በማረግ ነበር ማለት ነው። እና ለየአንዳንዱነገር እንግዲህ እና አንድ አጠቃላይ ያው ብዙ ነገሮችን ከትምህርት ጋር ተያይዞ የምንሰላቸውና በደንብ ትምህርትን አስመልክቶ እንግዲህ የምናገኛቸው እውቀቶች እንግዲህ ከዚህ ከዚህ አይባሉም ማለት ነው። ምክንያቱም በጣም በርካታ እውቀቶችን እና ልምዶችን ከሰዎች የምናገኝበት ትልቁ መሳሪያችን ነው ማለት ነው። እንግዲህ ያው ትምህርት እንግዲህ ትምህርት ስናይ በጣም ብዙ ነገሮችን በከፍተኛ ሁኔታ ትምህርት የምናገኝበት ወይም ደግሞ ልብድ የምናገኝበት ሂደት አለ። እና እያንዳንዱን የትምህርት ሂደትም ሆነ የእውቀት ሂደት መንገድ በጣም በጣም ብዙ ነገሮችን የመቀየር አቅም ይኖረናል ማለት ነው። እና እያንዳንዱን የእውቀት ጥግ ደግሞ በደምብ በተገቢው ልክ የማወራው የማወራት ወይም ደግም እንደማወራው ትጓሽ ይኖርብሃል ማለት ነው። እና የመጀመሪያው ሂደት በጣም መዘግየት ላይ ያለ ሲሆን ያው እያንዳንዱን በደንብ አጣርተን ለምትወደው የምትወደው እያንዳንዱ የምንወደውን ሂደት ወይም ደግሞ የምንወደው የትምህርት ሂደት እንግዲህ በልዩነታችን ጀምሮ እየተማርን ያለፍንበት ሂደት አለ። ከዛ በጊዜ ሂደት ደግሞ እንግዲህ ያው የተለያዩ ሰፋ ያሉ እውቀቶችን ካልኩሌት ያለባቸውን ሂደቶች የተማርኩበት ሂደት አለ። ከዛ አለፍ ስንል እንግዲህ ብዙ ነገሮችን የህይወታችንን አቅጣጫ ልናስይዝ የፈለግንበትን እንግዲህ ያንንም በደንብ ያየንበት ሂደት አለ። እንግዲህ እና ከዚህ ጋር እንግዲህ ብዙ ነገሮችን ተግባራዊ ያደረግንበት ሂደት ይኖራል ማለት ነው። እና እንግዲህ ትምህርት እንግዲህ ምን ማንኛውንም ነገር ለመተግበር መሆኑ የእያንዳንዱን የእውቀት ጥግ ድረስ ለማየት እንግዲህ በጣም ትልቅ የሆነ ትልቅ የሆነ ይሄው ህልም እንደሆነ በጣም የተረዳ ኣለ ሌላውን ከዚህ አንፃር እንግዲህ በጣም ከባድ የሚሆንበት ሂደት አለ ማለት ነው። እንዳ ጠቅልል አድርገን ስንመለከተው በጣም ብዙ ነገሮችን በትምህርት አለም ውስጥ ስንሰማራ በጣም ነገሮችን መቀየርና መተግበር የምንችልበት ሂደት ውስጥ ስላለ በቀሳታ መስዋዕቶቻችን አሉ ሚያተኩሩ ማለት ነውና። አንዳንዱ ሂደት ደግሞ ያው መምጣታችንን ደግሞ እያንዳንዱን ለነገር መጠየቃችን በጣም ትልቅ የሆነ ዋስትና የሚሰማን ንዴት ይመስለኛል። ምክንያቱም ያው የነገሩት ስላየሁት ነው። እና እና ያው ዝም ብሎ እኔ አንዳንዱን የዚህ የትምህርት ሂደትን በደንብ ተረድተን እናአውቀን በሚገባ ወደ ትምህርቱ አዘንብለን በጣም በትምህርት ደረጃ እንግዲህ ትልቅ የሆነ ድርጅት ላይ የደረህንበትም ሂደት ይኖራል። እንዲሁም ደግሞ በጣም ከፍተኛ የሆነ የሳይንት የሳይንስ የሳይንስን ትልቅ የሆነ ሊቅ የመሆን ሂደትም ያሳየውን ጥሩ ጥሩ ተማሪዎች የተማሩበት ሂደት አለ እንግዲህ በትምህርት አለም ላይ ማለት ነው። እና እንደዚህ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ገብቻለሁ ማለት ነው። ግን ያው ብዙ ነገሮችን እያየን እና እየተረዳን ያለንበት ሂደት አለ ማለት ነው። እንግዲህ እያንዳንዱን ያየን ያለንበት እውነት በጣም ጥሩ ነው ማለት ነው። እንግዲህ ያው ወደ ሂደቱም ስገባ ያው ፌብሩዋሪ የሚል ሂደት ነው። እንግዲህ ያው ፌብሩዋሪ የምንለው አሁን ያለንበት ሙሉ እንግዲህ ጥሩ የሆነ ወር ያለንበት ሂደት ነው ማለት ነው። በእኛ በፈረንጆች ያው ኦሬዲ ገብተውታል ፌብሩዋርን በእኛ ነው እንግዲህ ያልገባነው ማለት ነው። እንግዲህ የኛ የተወሰነ ቀን ይቀረዋል ወደ የካቲት ለመግባት ማለት ነው። እና እንግዲህ ይሄ ፌብሩዋሪ ነው ማለት። የካቲት ስለሆነ ያው እንግዲህ የካቲት ደግሞ እኛ አሁን ትንሽ ጊዜ የቀረን በቃ ሶስት ቀን ብቻ ነው የቀረን። ወደ ቀጣዩ ወር ለመግባት እና እንግዲህ ያው እንግዲህ ቀጣዩ በጣም ጥሩ የሆነ ጊዜን የሚያሳልፍበት ሂደት ይኖራል ማለት ነው። የፌብሩዋሪው እንግዲህ ያው ከወራቱ ስራ ስናይ በጣም እንግዲህ ጥሩ የሆነ የሚሆንበት ሂደት አለ። እንግዲህ ያው ፌብሩዋሪ አማለት ነው። በጣም ሰርግ እንግዲህ በሀገራችን በጣም ትልቅ የሆነ የሰርግ ድግስ በጣም ከሚታሰበው በላይ የሚደግስበት እና በጣም በብዙ መንገድ ሰዎች የሚያዩበትና የሚደሰቱበት ሰዎች በብዙ መንገድ ጥሩ ደስታን የሚያገኙበት እንዲሁም ደግሞ ጥሩ የሆነ ምኞትንና ምቾትን የሚያገኙበት ሂደት አለ ማለት ነው። እንዲሁ ደግሞ በጣም የተሻለ መንገድ እውቀታቸውን ለማፊሰስ መሞከራቸው በጣም ትልቅ የሆነ ነገር ነው። ብዬ ነው የማስበው እና ነገሮች አሉ ያው እያንዳንዱን ነገር ስንመለከት ከዚህ በየ ወራት ስጋት ያይዞ እንግዲህ ወራት በየጊዜው ጊዜው እየተፈራረቁ የሚመጡበት ሂደት ማለት ነው ወራቶቹ እየተፈራረቁ ሲመጡ እኛም እንግዲህ በሚፈራርቁበት ጊዜ ብዙ ነገሮችን የማልማት ሂደት በጣም የሚኖርብን ይመስለኛል፥። በእያንዱ ደጋ ክፍል ማለት ነው። እና ያው እንግዲህ እንደምናያቸው አላርም የሆኑ ጥሩ ነበርና እያንዳንዱ ሁሉ ይይቻው አላሉም እና ጥሩ የሆነ የምለነውን የእያንዳንዱን የ የወራት ሂደትም እንግዲህ በጣም በተገቢ መንገድ ጥንቃቄ አድርገን የወራቶችን ማየት እና መመርመር እና መገምገም ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ ጥሩ የሆነ የወራት አቆጣጠርም ሆነ ወራቶቹን በሚገባ ማየት እና መመርመር ትልቁ የኛ ሂደት ነው ማለት ነው። እና እንደ አጠቃላይ ጥሩ የሚባል የወራት የመመርመርና የማወቅና የመረዳት ሂደትን በደንብ ማየትና መላበስ ይኖርብናል ብዬ አስባለሁ። እና ከዚህ አንፃር እንግዲህ ብዙ ነገሮችን ተግባራዊ ለማድረግ እንግዲህ ምናስብበትና ምናቅድበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ የተለያዩ የእውቀት ጥጎችንም ማየት እና በጣም በደንብ መተርጎም የኛ ሀላፊነት የሚሆንበት ሂደት አለ ማለት ነው። እና ከዚህ ከዚህ አንፃር ብዙ ነገሮችን የምናስተውልበት እና የምናይበት ሂደት መኖር አለበት ማለት ነው። እና እያንዳንዱ ነገር የማስተካከል ለማወቅ ለረዳት እና ብዙ ነገሮችን ለማየት በጣም ትልቅ የሆነ ወደፊት እያንዳንዱ እንትን ከሚል ማለት ነው። እና እያንዳንዱ የ ለየት የሚያደርገው እዛ ከዛ ጋር እቆራረጥኩ። እና እንደ አጠቃላይ እያንዳንዱን የወራት ሂደቶችንም እንግዲህ በጣም የሚፈራረቁበት ሂደት አለ። እንግዲህ አሁን ከፌብሩዋሪ ቀጥሎ ትንሽ ቆየት ስንል እንግዲህ በሚገባ ብላጊ በሀገራችን የሚዘንበት ሂደት አለ ማለት ነው። እና ብዙ ሰብሎችን የሚዘሩበት ለምሳሌ ምስር፣ አተር፣ ባቄላ የተለያዩ ነገሮች የሚዘራበት ገብስ የሚዘራበት ሂደት አሁንም ትንሽ ጊዜ ቆይቶ እንግዲህ ይመጣል ማለት ነው። እንግዲህ ያው ወቅቶች እንዳልነው በጣም በብዙ ፍጥነት የሚለያዩበት ሂደት ይኖራል። እንዲሁም ደግሞ በብዙ ሂደት ውስጥ ያልፋል። እና እንደ አጠቃላይ ያው ወራቶቹንም በተገቢው መንገድ ከጠቀስናቸው ወይም ደግሞ ወራቶቹን በሚገባ ከተጠቀምናቸው ብዙ ነገሮችን የመለወጥ አቅምና የመተግበር አቅም ይኖረናል ማለት ነው። ከዚህ አንፃር እንግዲህ ትልቅ የሆነ እውቅና ያለን ስራዎችን መስራት የምንችልበት ሂደት ይኖራል ብዬ አምናለሁ። እና እንደ አጠቃላይ በጣም ጥሩ የሆነ የስራ ሂደትንም እናከናውናለን ብዬ አስባለሁ። እና ጠቅለል አድርገን ስናየው እንግዲህ ይሄን በደንብ ማወቅና መገንዘብ የሚኖርብን ይመስለኛል ማለት ነው። እና በጣም በተገቢው መንገድ የምንሰራበት ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ስንሄድ ያው እንግዲህ አዎ የሚል ሂደት ነው ማለት ነው። እንግዲህ ያው ብዙ ነገሮች ከሰዎች ጋር እናወራለን ብዙ ሂደቶችን አብረን የምናወጋበት የምናወራበት ሂደት አለና እንግዲህ በብዙ መንገድ ከሰዎች ጋር ተግባብተን የምንነጋገርበትና የምንረዳዳበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን አብረን አውርተን ብዙ ነገሮችን ከተረዳዳን በኋላ ያው እንግዲህ ያልገባውን የመጠየቅ ሂደት ሲኖርህ እንግዲህ አንዱ ከአንዱ ያው አዎ ብለን የምንመልስበት ሂደት አለ ማለት ነው ትክክል እንደሆነ የሚያስረዳው ማለት ነው። እና ከዚህ አንፃር እንግዲህ አዎ የሚለውን ነገር በጣም ብዙ ጊዜ የምንጠቀምበት ሂደት አለ ማለት ነው። አዎ እንግዲህ ያው ከብዙ አንግል የምናየው ሂደት ይኖራል። አንድ ጥያቄ ጠይቆ ትክክል ጥያቄ ከጠየቀ አዎ የምንለው ሂደት አለ ወይም ደግሞ የጥያቄው ሂደት ገዘፍ ያለና ስፋት ያለው ከሆነ አዎ ትክክል እንደዚህ ቢሆን እንደዚህ ነው እንደዚህ ቢሆን እንደዚህ ነው ብለን በደንብ የምናስረዳበትም ሂደት አለ ማለት ነው። እያንዳንዱን የእውቀት ደረጃም በዚህ ልክ በተሻለ መንገድ ጥሩ አርግተን ለዚህ ሰው ማስረከብና መረዳት እንዲችል ማድረግ የምንችልበት ሂደትን እኛ በራሳችን መጠቀም ይኖርብናል ማለት ነው። እና እያንዳንዱን ደግሞ በጣም በተቻለ መጠን ትልቅ የሆነ የእውቀት እሳቤን እንዲኖረው ወይም ደግሞ በተሻለ መንገድ ጥሩ ነገር እንዲያስብ ትልቅ የሆነ ሂደት ደግሞ ትልቅ የሆነ ስሜት ይተይኛል ማለት ነው። በእያንዳንዱ የአለም ሂደቶች ውስጥ ማለት ነውና ከዚህ አንፃር እንግዲህ አዎ የሚለውን ሂደት በጣም በብዙ መንገድ የምንጠቀምበት ሂደት ይኖራል። አንዳንዴ ለሚጠይቁን ጥያቄ የማ አፍራሽ የሆነ ጥያቄ ሲጠይቁን በዛው ትክክለኛ የሚያፍ የጥያቄያቸው ትክክል ከሆነ አዎ የምንላቸው ሂደት አለ። እንግዲህ እና አዎ ስንል ያው ብዙ ነገሮችን እውነትም ያለበትን ነገር ሊሆን ይችላል የተሳሳአተም ነገር ሊሆን ይችላል። በዚህ መንገድ ብዙ ነገሮችን ከሰዎች ጋር አብረን የምናደርገውን የተለያዩ የድንንግግርል ክፍሎች ወይም ደግሞ ክህሎቶችን በተገቢው መንገድ እንግዲህ ለእያንዳንዱ ነገር ጥሩ የሆነ የጥሩ አነጋገር ሂደቱን ወይም ደግሞ የጥሩ ምሳሌያዊ ሂደቶችን በደንብ የምናስረዳበት እና የምንነግራቸው ሂደት ሊኖር ይችላል። እና ይሄንን ነው ብዬ በጣም አዎ ብለን ወይም ደግሞ በጥሩ መንገድ ተሻለ ነገር ላይ እንዳለን ስንረዳ ብዙ ነገሮችን ልናስረዳቸው የሚገባው ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን ስንመለከተው በሆነ መንገድም እያስኬደን የምንሄድበት አለ እንዲሁም ደግሞ አስቸጋሪ የሆነ መንገድም የምንሄድበት ሂደት አለ ማለት ነው። እና ጠንካራ ያለም የግንዛቤ ሂደት መኖር አለበት እና ለእያንዳንዱ ነገር ማለት ነው። እና በዋናነት ያው በሚገባ የተሻለ ውጤት ለማግኘት በጣም የተጣራ ሂደት ስላለ ያለ እያንዳንዱ ነገር ያው አሪፍ በሆነ መንገድ የምናይበትና የምንረዳበት ሂደት ነው። እና የእንዳንዱ ነገር እንዴት ሳይል የሚለውን በጣም አስቸጋሪ የሆነው እንግዲህ የሄደችው እማ አለች ማለት ነው። እና ያው እንዳትተዋለችው እሷ ጨው እና እና የአንዳንዱ ነገር ጨው እና በተገቢው መንገድም ያው እንደ ጥያቄውም አዎ የሚለውን ሂደት ለሰዎች ለምን የምናስረዳበት ነገር ሙሉ በሙሉ ልንጠቀምበት የሚችልበት ሂደት አለ ማለት ነው። እና በነገሮች ስንጠየቅ ጥያቄዎቹ የሚገባ እውነታ ያላቸው ጥያቄዎች ከሆኑ ወይም ደግሞ ለእኛ ጠቃሚ የሆኑ ጥያቄዎች ከሆኑ አዎ ቆይ አስረዳሃለሁ ልንለው እንችላለን። የሆነ ጥያቄ በጣም አንድ ሰው እየጨቀጨቀን እንደዚህ አድርግልን ሲለን ቆይ አሁን አስረዳሃለሁ ትንሽ ቁጭ ብዬ እና መቼ ነው ወይም ከሰአት ነው ሲለን አዎ ነው ይቻለን እና ያው አዎ የምንላት ነገር በተለያየ መንገድ ልንጠቀማት የምንችላት ነው። ቃል ነች ማለት ነው። እና በእያንዳንዱ ሂደት ውስጥ እንግዲህ ብዙ የምንመረምረው ብዙ የምናየው እና ብዙ ልንረዳው የሚገባ ቃላቶችንም እንዲሁ ከዚህ ጋር ተያይዞ ልናይና ልንረዳ በምንችለው ልክ ብዙ ነገሮችን መቀየር እና ማወቅ ይኖርብናል ማለት ነው። እና እንደ አጠቃላይ ጥሩ የሆነ ሂደትንም የምናሳልፍበት ሂደት ስራ አለ እያንዳንዱን ነገር የተሻለ አድርገን እንጠቀማለን ብዬ አምናለሁና እያንዳንዱ ነገር በዋናነት በአሪፉ ልንጠቀምበት እንችላለን ማለት ነው። በጠቅላላ አድርገን ስናየው የዚህ የአዎ የሚለው ቃል ለየትኛውም ሂደት በተለያየ የጥያቄ ሂደት የምንማማርበትና እና የምንነጋገርበት ሂደት አለ ማለት ነው። እና እንደ አጠቃላይ ይህን ይመስላል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ሂደት ስንገባ፤ ፕሮግራም የሚል ሂደት ነው ሚዲያው ፕሮግራም ስናይ በብዙ መንገድ የተሰማራንበትን የስራ ሂደት እንግዲህ ያው ለእያንዳንዱ ሂደት የፕሮግራም የምናወጣበት ብዙ ሂደቶች አሉ ማለት ነው እንግዲህ ለፕሮግራም የምናወጣው ብዙ አይነት የፕሮግራም ሂደቶች ይኖራሉ ማለት ነው። ምክንያቱም እንግዲህ ፕሮግራም ስናይ የተለያየ ፕሮግራም ይኖረናል ማለት ነው። ለምሳሌ የስራ ፕሮግራም ይኖረናል። እንዲሁ የቀን የቀን ስራችንን የምናወጣበት ፕሮግራም ይኖራል። ደግሞ የሁለት የሶስት ቀን ሊሆን ይችላል ፕሮግራማችን የአምስት ቀን ያሰቀል ሊሆን ይችላል ማለት ነው በየቀን ስራችን፤ የምንሰራው ፕሮግራም ሊሆን ይችላል ማለት ነው። እና እንዲሁ ደግሞ የተሻለ ቢሆን ብለን ነው ያሰብነው እያንዳንዱ የሙያ ፕሮግራም ሊኖር ይችላል ማለት ነው፤ እንዲሁ ደግሞ የሙያ የሙያ ፕሮግራም ሊኖር ይችላል ማለት ነው፤ እና ከዚህ አንፃር ጥብቅ የሆነ ልዩነት አለው ማለት ነው ብይነት ቢኖሩ ያው የተሻለ እውነት ያለው ሰው በጣም የተሻለ እምድና የተሻለ ራዕይ ያለው ሰው በጣም ጥሩ መንገድ የሚሰራበት እና እንደ አጠቃላይ የተሻለ ለውጥ ለማምጣት ብዙ ነገሮችን መጠቀም እና መሰረተኛው ብራውንድ አለው ለአጠቃላይ አይደለም አይደለም የምናይበትና የምንሰማበት ሂደት አለ ማለት ነው። እንዴ እንደዚህ አንድ ጊዜ ያው በሬት ያለጠነችው እና እንደ አጠቃላይ በጣም ትልቅ የሆነ፤ የእያንዳንዱ የፕሮግራም ሂደቶችንም በሚገባ ትልቅ የሆነ ፕሮግራም አወጣጥ ሂደት ይኖራል ማለት ነው። ለምሳሌ በጣም የግብርና ዘርፍ ላይ የተሰማሩ ወይም ደግሞ አርብቶ አደረች ወይም አርሶ አደሮች ማለት ነው የሚገባ የሚሰሩትን እርሻ የእያንዳንዱን የመሬት ሂደት በደንብ ፕሮግራም አውጥተው የሚያርሱበት ሂደት ይኖራል ማለት ነው። ምክንያቱም ዛሬ አንዱ ከታረሰ ነገ አንዱ ስለሚታረስ በፕሮግራም የተሻለ ቀደም የሚለው የትኛውን እያለ በዛም የሚሰሩበት ሂደት አለ ማለት ነው እና ከዚህ አንፃር እንግዲህ ፕሮግራም የምንለው በዚህ መልክ እንግዲህ መገለጽ ይችላል ብዬ አስባለሁ እና ጠቅለል አድርገን እግዲህ ስናኝ እያንዳዱ እያንዳዱ ነገር እንግዲህ በተሻለ መንገድ እና በተሻለ እውቀት እንግዲህ በብዙ መንገድ እያየነውና እየተረዳነው የምንሄድበት ሂደት አለ ማለት ነው እና ለእያንዳንዱ ነገር እንግዲህ ትልቅ የሆነ ውሳኔን ለመወሰንም ሆነ ለመ እያንዳንድን ለመተግበር በጣም ብዙ የሆነ ጥያቄም የሚነሳ ሊሆን ይችላልን እና ለማንኛውም ሂደት ላይ እንግዲህ ፕሮግራም በጣም ትልቅ የሆነ ትልቅ የሆነ ድርሻ አለው ማለት ነው። ምክንኛቱም ለእያንዳንዱ የእውቀት ባለቤት ያው እንግዲህ ይባል ነው አንድ እንደሆነ ይላኛው ተቆይቆይ የሚገባ እሱ ነው አቀስ የለም እና ለያንዳንዱ ነገር ጥሩ የሆነ መንገድ እንዴ ለያአንዳንዱ እንደርስ ሲጀመር እያንዳንዱን ስለምን እንደምን ደግሞ እንዴት ብለን ለመጠየቅ ያው በፕሮግራም መሰረት ሰው አንድ ሰው ከተንቀሳቀሰ ብዙ ነገሮችን የሚቀይርበት ሂደት ስላለ ይህንንም ከግንዛቤ ውስጥ ከተን እንቀሳቀስና ብዙ ነገሮችን ማየትና መረዳት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እንግዲህ ይሄን ይመስላል እንግዲህ የአጠቃቀም ሂደታችን የሰዓት አጠቃቀም እና የጊዜ አጠቃቀም ሂደታችንን በፕሮግራሙ ካደረግነው፤ ብዙ ነገሮችን መቀየር እንችላለን። ብቻ እምናለሁ እና ከዚህ አንፃር እንግዲህ በብዙ መንገድ ያየነውን የትምህርት ሂደት ወይም ደግሞ የእውቀት ደረጃ በደንብ ተረድተን እና አውቀን በተግባራዊነት፣ በጣም ልዩ የሆነ መንገድ መስራት ይኖርብናል ማለት ነውና ያው ፕሮግራም የሚለው በጣም ጠፈተኝ አለበት ለተማረኝ ነው ፕሮግራም ያለበት በር እያንዳንዱን የፕሮግራም ሂደትን በደንብ ተረድተን እና ምን አውቀን በጣም ሰማይ ጭምር ይቺን እንደገና እኛ አለው ግን እያንዳንዱን ሂድ አዘዘ ስንመለከት ያው እኔ እንጃ ብቻ እኔ እንጃ የሂደት ደህና አይደለም ደህና ሳይሆን ይላል እና እንደ አጠቃላይ ይህን ይመስላል ማለት ነው። እንግዲህ ያው ይህን ፕሮግራም ሂደትን ስንመለከት ፕሮግራም እንግዲህ ሲኖረን ብዙ ነገሮችን የመቀየር እና የማወቅ አቅም ይኖረናል ማለት ነው። ከዚህ አንፃር እንግዲህ ትልቅ የሆነ የፕሮግራም ሂደቶችን ማውጣት ለእኛ በጣም ትልቅ የሆነ ጥቅም አለው ብዬ አስባለሁ። እና ከዚህ አንፃር ነው እንግዲህ ፕሮግራም መኖሩ ለኛ ትልቅ ዋስትና ነው ያደረኩት ምክንያቱም አለ።

በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ፤ ያሁ ደመና የሚል ጥያቄ ነው ማለት ነው። እንግዲህ ደመናን ስንመለከት በሚገባ እንግዲህ ዳመና ያው በተለያዩ ቦታዎች ላይ በተለያዩ እኛ ሀገር ላይ መሆኑ በተለያዩ የአለም ሀገራት ላይ በደንብ ዳመና የሚከማችበትና ዝናብ ውርጭ የሚዘምበትም ሆነ አሪፍ የሆነ ዝናብ የሚዘንብበት ቦታዎች ይኖራሉ ማለት ነው። እንግዲህ ከዚህ ጋር ተያይዞ እያዛገ እና ለእያንዳንዱ ነገር መፍትሄ የሚል እእእ ነው። እያንዳንዱን ያንን ነው የምትጠይቀው እንደተረዳሁት ከሆነ ማለት ነው። እና እንግዲህ የዚህ የዳመና ሂደትም ስንመለከት በዋናነት እንግዲህ ዳመናን ስናይ። ጥሩ የሆነ መንገድ እንግዲህ ያው ከመሬት እንፋሎት ጀምሮ ያው በተለያዩ ውሃዎች ዳር ከዛ ጀምሮ ነው እንግዲህ እንፋሎቱ በደንብ ይወጣና ያው ዳመናው። የመሰባሰብ ወይም ደግሞ የመጠራቀም ባህሪ የሚያሳየውና በዋናነት እያንዳንዱን ነገር። በተገቢው መንገድ ያው መለወጥና መቀየር በደንብ የሚችልበት ሲጥልና ያው እያንዳንዱን ነገር። ጥሩ በሆነ መንገድ ያው ብዙ እውቀቶችን ብዙ ማንነቶችን ሰብስበን በተሻለ አየር በተሻለ አውቀህ በተሻለ ልምድ የምንለይበት ነው። እና ያንን ያው በሚገባ ሰዎች የምናባራበት እና የምናይበት ሂደት አለ ማለት ነው። እና ያው እንግዲህ ደመና ከዛም በመቀጠል ያው እንፋሎቱ ከወጣ በኋላ ዳመናው የመከማቸት ባህሪ ያሳያል ማለት ነው። ከዛም በሚገባ በተወሰነ ደቂቃዎች ልዩነት መዝነብ የሚጀምርበት ሂደት አለ ማለት ነው። በዛ በዳመና ባከባቸበት ቦታ ማለት ነው እና እንዲሁ እንዳሉ አሽ ደግሞ ቢል አድርጌት ገባህ። እንደዛ ነው ብዬ እየተራረኩኝ እንደዛ ነው ይሄን አሁን አቅም ላይ ስንት ይመስላል? እንግዲህ ጠቅለል አርግተን ዳመናን ሂደትም እያየን ያለንበት ሂደት አለ ማለት ነው። እና እንግዲህ ዳምናው በደንብ ከተሰባሰበ በኋላ እያንዳንዱ በዚህ ጊዜ ለዚያው የምትጠራቀው አለው ተወሰነ የደቂቃው ሲሉት እና ስለዚህ ያው ኢዳም ምናምን የማይነስ እየአንዳንዱ የ አዎ እና ስንት አጠቃላይ ብዙ ነገሮችን እያየን እንገኛለን ማለት ነው። በእያንዳንዱ ነገር ትልቅ የሆነ ሀሳቤን ይዘን ለመንቀሳቀስና በዋናነትም የደመናን ሂደትም በደንብ ተጠርተን አውቀን እና ተግብረን በደንብ የተሻለ መንገድ መስራት ይኖርብናል ብዬ አስባለሁ። እና ከዚህ አንፃር ትልቅ የሆነ የሙያ ክህሎትንም በደንብ ተገንዝበን ያው ለእያንዳንዱ ነገር ትልቅ መፍትሄ ለሰዎችም ሆነ ለእኛ የዘኔ መምጣት ሂደት ችሎታቸው በደንብ ወደዚህ የሚያተኩር ይሆናል ማለት ነው። እንዳበበራቸው ፋስ ፋስ ማለት ነው እና የተሻለሽ ይሆናል። አንዱ የተሻለ አንዱ የተሻለ አንዱ የተሻለ ጫማ አለ። እንዲህ አሁን በአጠቃላይ የሉትማን አይነት እንጂ እኮ ግን ይቺን እንደዚህ አሁን አስተያየት እንዴት እንደዚህ አይሆንም? እና እንደ አጠቃላይ በጣም ስጠኝ የሆነ። እና ይህንን በተገቢው መንገድ እንግዲህ ስናየዳምነውን ሂደት በዋናነት እንግዲህ ለእያንዳንዱ የስራችን ዋነኝነት እንግዲህ ያው ዳመና ሲኖር በጣም ትልቅ የሆነ ያው ሰዎች በጣም ብ ጥሩ ድረስ ሂደት ነው። በጥሩ እያንዳንዱን የምርጥ ቤት ስምር በደንብ ማለት ነው። ሂደት አለ። እያንዳንዱ ነገር ጥሩ የሆነ የደመና ሂደት ይኖራል ማለት ነው። ያው ደመናውን እንግዲህ በሚገባ አየር ላይ ወይም ደግሞ በሰማይ ላይ ያው የሚከማችበት ሂደት አለ ማለት ነው። ከዛም በመቀጠል እንግዲህ በሚገርም ሁኔታ ወደ ዝናብነት የሚቀየርበት ሂደት አለ። እና ያው እንግዲህ የሚዘንበው ዝናብ ደግሞ በጣም በልጅ ሁኔታ ለሰሶች በጣም ትልቅ የሆነ ስሜት የሚሰጥ ነው ማለት ነው። እና አንድ አይነት ነው ለማለት ያህል ነው። ይሄን ይመስላል እንግዲህ እና እዛ ቃላይ ስም

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ሂደት እንሄዳለን ማለት ነው። ያው ቡና ቡና የሚለው ሂደት አለ። እንግዲህ ያው ቡናን እንግዲህ ስንመለከት በሀገራችን በጣም በከፍተኛ ደረጃ ትልቅ የሆነ ትልቅ የሆነ የሚኖርበት ወይም ደግሞ ትልቅ የሆነ በሀገራችን የሚመረትበት ሂደት አለ ማለት ነው። ቡና እንግዲህ ለእያንዳንዱ ግለሰብ ወይም ደግሞ ለእያንዳንዱ ማህበረሰብ ለእያንዳንዱ ቦታዎች እንግዲህ በጣም ትልቅ የሆነ ዋስትና የሆነ የመጣበት ሂደት አለ ማለት ነው። ያው እንግዲህ በደንብ ሁላችንም እናውቀዋለን እንግዲህ ያው ሲደብረን እና ደስ ሳይለን ሲቀር ያው አእምሮአችን በጣም የሆነ ድብርት ውስጥ ሲገባ ምናምን ያ ጊዜ ላይ እንግዲህ ዘና ብለን የምንጠጣበት ሂደት አለ ማለት ነው። ያ ብቻ ሳይሆን በጣም በተሻለ መንገድ ከዛም በመቀጠል ብዙ ያሉትን የ ሂደቶች ወይም ደግሞ ያሉትን የእያንዳንዱን የሙዝና የውዱባ ሂደቶችሽ ውስጥ አላረግሻቸውም ማለት ነው። ያው አንዳንዱ ደግሞ እዚህ ጋር ተያይዞ እያኖሩን ነው ሁሉንም ነገር እንግዲህ መተገቢው መንገድ ይህ በጣም ትልቅ ባህሪ ነው ማለት ነው። እና እንደ አጠቃላይ ትልቅ የሆነ የቡና የማምረት እና ቡና የመጠቀም ሂደት እንግዲህ በጣም ለብዙ ሰዎች እንግዲህ የገቢ ምንጩ በጣም ከፍተኛ እየሆነ ያለበት ሂደት አለ። አሁን ላይ በተለይ እና ከዚህ አንፃር እንግዲህ ቡናን በተገቢ መንገድ ከተጠቀምነው በተሻለ ሁኔታ ትልቅ የሆነ ትርፍና ውጤት የምናገኝበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ቡናን በተገቢው መንገድ ስንጠቀም ለሰዎች ተስማሚ በሆነ ሁኔታዎች ላይ የተመረኮዘ መሆን አለበት ማለት ነው። ኤዲዬ እና ውጭ ነው ከዚህ ጋር ደግሞ አብሮ አይሄድም። እና የእንዳንዱን የቡና ሂደትም ወይም ደግሞ ቡናን የምንጠቀምበት ሂደት በጣም የግንዛቤ ውስጥ ከተን በጣም በጥሩ መንገድ ብንጠቀመው ቡናን ትልቅ የሆነ ደስታና ትልቅ የሆነን እርካታ ይሰጠናል ማለት ነው። ምክንያቱም ዘና የሚያደርገን ሂደት አለው ቡና እንደ አጠቃላይ ስንመለከተው ማለት ነው እና ብዙ ጊዜ እና ያው ትልቅ የሆነ እኔ ደስ የሚለኝ እጠጣለሁ ማለት ነው። እንደውም ብዙ ጊዜ ከእኛ ጋር ቡና አንዳንዱን የሞባይል ሂደቶችንም ሆነ እያንዳንዱን የወቅታዊ ሂደቶችን እያንዳንዱ እና የተለያየ ደግሞ ብዙ አቅራቢዎች እንዳሉ ሁሉ የቡና ሂደት እንግዲህ በጣም ብዙ አምራቾችም አሉ ማለት ነው። ለምሳሌ በጅማ በኩል ብንሄድ እንግዲህ በጣም በርካታ በርካታ የሆኑ የቡና አምራቾች አሉ ማለት ነው። እንግዲህ በጣም ትልቅ የሆነ ቦታን የያዙ የቡና ምርትን ነው በዛ አካባቢ ላይ ነው በዛ ሀገር ላይ ማለት ነው። እና እንዲሁ ደግሞ ብዙ አይነት ቦታዎች አሉ ያው የተሻሉ ቦታዎች ማለት ነው። እና ከዚህ አንፃር እንግዲህ ቡናን በሚገባ ለመልቀም ወይም ደግሞ ቡናን በደንብ ለቅመን በሚገባ ወደ ገበያ የምናወጣበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ደግሞ ይሄንን በጣም ትልቅ የሆነ እድልና ደስታ ነው ማለት ነው ቡናን እንደዚህ የማድረግ ሂደታችን ማለት ነው። ወይም ደግሞ ለእያንዳንዱ ነገር ትልቅ የሆነ የቡናን ጥቅም ተረድተን ልዩ በሆነ መንገድ የምሸጥበትና የምናተርፍበት ሂደት ስላለ እንግዲህ ላይቭ የሆነ እንግዲህ ዲላር ወይ እከፍትላታለሁ። መልሽና ያው እስኪ እያንዳንዱን ነገር ቆይ እስኪ ስናየው በጣም በብዙ መንገድ እንግዲህ ቡናውን ወይም ደግሞ የቡናውን ምርት በጣም በከፍተኛ ሁኔታ እያየን እና እየተረዳን ያለንበት ሂደት አለ ማለት ነው። እና በዋናነት ያው ቡናው የሆነ ጥቅም የሰጠና ነው ደግሞ ትልቅ የሆነ የአእምሮ ደስታና ስሜታችንን የምናድስበት ሂደትን በደንብ ይለግሰናል ማለት ነው። ቡና እንደ ከዚህ አንፃር እንግዲህ ቡናን በስነ ስርዓት ከተጠቀምነው በጣም ትልቅ የሆነ ምቾት የሚሰጠን ነገር ነው ብዬ ነው የማስበው ምክንያቱም ብዙ ነገሮችን ያየሁበት ሂደት ስላለ ቡና እንግዲህ ትልቅ የሆነ ቦታ አላት ብዬ ነው ማስበው ማለት ነው። እና ያው በሚገባ እኔ በሚቀርብ በቀረ ማርያም እናንተ ሁኑ እኔ ሄድ ይሻላል። ያው አይሻልም የእያንዳንዱን ነገር ስንመለከት ወይም ደግሞ የቡናን ሂደት ከሰዎች ጋር በጣም ተግባብተን የመግባቢያ የት ሂደትን በሚገባ መተግበር የኛ ሀላፊነት የሚሆንበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ቡናን በልዩ ሁኔታ ለማፍላትም ሆነ ለመጠጣት በጣም ትልቅ የሆነ ሂደትን ማከናወን የተሻለ የሚያደርግበት ሂደት አለ ማለት ነው። እና ለእያንዳንዳችን ትልቅ ውጤት የሚሆኑበት ሂደት አለ ማለት ነው። ቡና እና አጠቃላይ ይህንን ይመስላል ማለት ነው። ቡና

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ ያው ሁለት ነው እንግዲህ የሚለው ሁለት ያው እንግዲህ ቁጥሮች ውስጥ አንደኛዋ እንግዲህ ሁለት ነች ማለት ነው። ያው ህግ አንድ ዜሮ ብለን አንድ ከዛ ሁለት ምንላት ነች ማለት ነው። እንግዲህ ያው ሁለት ስንል ይሄ ነው ማለት ነው። እንግዲህ ሁለትን ቁጥር በተለያየ ሁኔታ ውስጥ የምንጠቀምባት ሂደት አለ ማለት ነው። እንግዲህ ቁጥሮች እንግዲህ በጠቅላላ አርግተን ስናይ ስለ ቁጥሮችም ቁጥሮችን በሚገባ የምንጠቀምበት ሂደት በተለያየ መንገድ የምንጠቀምበት ሂደት አለ ማለት ነው። ለእያንዳንዱ ጥቅም ልናውላቸው የሚችልበት ሂደት አለ ማለት ነው። እና በዋናነት ቁጥሮችን በሚገባ ለእያንዳንዱ ነገር ላይ ለማዋል እንጠቀማለን ማለት ነው። እንግዲህ የምንጠቀማቸውን የቁጥር አይነቶች እንግዲህ በጣም በግንዛቤ ሂደት መመልከትና ማየት ይኖርብናል ማለት ነው። ምክንያቱም ለእኚህ ቁጥሮች የተለያየ ሂደትን ይፈጥራሉ ለምሳሌ ሶስት አራት ቁጥሮች አንድ ላይ ሲደመሩ ወይም ደግሞ አንድ ላይ ሲባዙ ብዙ ነገሮችን የሚያመጡበት ሂደት አለ የቁጥር ሂደት ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የቁጥር ሂደቶችን በደንብ ከግንዛቤ ውስጥ መክተት ይኖሩብናል ብዬ አስባለሁ። እና ለእያንዳንዱ ጥያቄ እና ለእያንዳንዱ ሂደት ያው ቁጥር በጣም ይገባል ማለት ነው። ወይም ደግሞ ለሌላ ምሳሌ ገንዘብ እንኳን ለመቁጠር በጣም በብዙ መንገድ ያው እንግዲህ የምንቆጥረው በቁጥር ነው ማለት ነው። እያንዳንዱን የገንዘብ አይነት ማለት ነው እና ከዚህ አንፃር ገንዘባችንን በደንብ ለመቁጠር እና ገንዘባችንን በሚገባ ለመጠቀም በሚገባ እንግዲህ ያው ቁጥርን እንጠቀማለን ማለት ነው። እንደ አጠቃላይ እና ይሄ ደግሞ ለእኛ በጣም ትልቅ የሆነ ሂደት አለው ማለት ነው። እንግዲህ ገንዘብን ለመቁጠር አሁን አንድ ቁጥር ብለን ሲጀምር ያው እኮ ከዋነኛና እኮዋነኝነቷ በዘለለ ሁለቱንም ቁጥር የምንጠቀምበት ሂደት አለ። ዜሮ አንድ ያው ከአንድ እንጀምራለን ቁጥር ያው የሚጀምረው ከአንድ እንደመሆን መጠን አንድ ሁለት ብለን ስለምንጀምር ያው እንግዲህ ሁለትን በዚህ መንገድ ልናያት እንችላለን ማለት ነው። እንግዲህ ብዙን ጊዜ ያው የእያንዳንዱን ቁጥሮች ሂደት በየ አቅማቸው ልክ ወይም ደግሞ በየሁኔታቸው ልክ የተለያየ ውጤት የሚያመጡበት ሂደት አለ ማለት ነው። የተለያየ የየራሳቸው ቫልዩ አላቸው ማለት ነው። ቁጥሮቹ እንግዲህ እነኚህን የተለያየ ቁጥሮችን ደግሞ አንድ ላይ ስናሰባስባቸው በጣም ብዙ ቁጥሮችን ወይም ደግሞ በጣም ብዙ ቁጥርን የሚነግሩን ሂደት አለ። እና እንግዲህ ያው ሁለት የሚለው ሂደት በጣም በብዙ መንገድ ሁለትን የምንመለከትበትና የምናይበት ሂደት ይሆናል ማለት ነው። እንዲሁም ደግሞ ለምሳሌ ሁለት ናቸው የተለያዩ ዘርፍ ላይ የተሰማሩ ወጣቶች ሁለት አሉ እንዲሁ ደግሞ በተለያየ ማሽከርከር ሙያ ላይ የተሰማሩ ወንድምና እህቶቻችን ሁለት ናቸው። ከዚህ የወጡት ምናምን ልንል እንችላለን እና በሚገባ ይሄ እንግዲህ ሁለቱን ባንጠቀም ስንት እንደሆኑ ምን እንደሆኑ አናለይም ማለት ነው። ስለዚህ ሌላም ምሳሌ ስንመለከት ደግሞ ያው በእያንዳንዱ ሂደት ምሳሌ ባይኖረውም ይሄ እንግዲህ ያው ለምሳሌ ለማየት እንሞክራለን። እንግዲህ ያው ሁለትን ስንመለከት እንግዲህ ያው ለምሳሌ ሁለት የኳስ ተጫዋች ቡድኖች ሁለት እንደሆኑ የእከሌ ቡድን እና የእከሌ ቡድን ገቡ የምንልበት ሂደት ይኖራል ማለት ነው። ስለዚህ አሁን ሁለት ባትኖር እያንዳንዱ ሁሉም ሃያ አራቱም ተጫዋቾች አንዴ የሚጠሩበት በአንድ የሚወክሉበት የተለያየ አንድ ሲሆኑ ደግሞ ሁለት ቡድን ስለሆኑ የሚለያይበት ሂደት ስላለ እንግዲህ አሁን የሁለት ምን ያህል ዋጋ እንዳላት እዚህ ጋ እንዴት መነጠል እንደቻለች ይሄንንም መመልከት እንችላለን ማለት ነው። እና ከዚያ አንፃር ጥያቄዎችና ብዙ ሂደቶች የሚመለሱበትና የምናይበት ሂደት በጣም ጥሩ በሆነ መንገድ የሆነ ተመልክቻለሁ። እና ከዚህ አንፃር እንግዲህ በጣም በተገቢው መንገድ ስራችንን የመስራትና የማቀድ ሂደታችን በጣም ከፍተኛ መሆኑን በዚሁ ለማየት እና ለመናገር ወድጃለሁ ማለት ነው። ምክንያቱም ብዙ ጥያቄዎች እና ብዙ ሂደቶች ቢመጡም አሪፍ አሪፍ የሆነ ሂደት አላቸው ማለት ነው። እና ለአጠቃላይ ጥሩ የሆነ የጥያቄ አጠያየቅ ሂደቶችን በጣም አሉ ማለት ነው። እና ደስ ይላል ማለት ነው። እንደ አጠቃላይ ለመናገር ስፈልግ ማለት ነው። እና በዚህ መልክ እንግዲህ ለእያንዳንዱ የሙያ ዘርፍ የተሰማሩ ሰዎች በጣም ጥሩ በሆነ መንገድ የምናያችሁበት ሂደት ስላለ ይሄ እያዳንዱን ስራ በደንብ ተገንዝበን የምንሰራበትና የምንረዳበት ሂደት አለ ማለት ነው። እንግዲህ ያው ቁጥሯንም እንግዲህ በደንብ ሁለት ይኖርብናል ማለት ነው

እሺ በጣም ጥሩ እንግዲህ በጣም አሪፍ የሆነ ሂደት አለው ማለት ነው። ጥያቄዎቹ በጣም ደስ የሚሉ ጥያቄዎች እየተከታተልን ነው ማለት ነው። እንግዲህ ያው በጣም አሪፍ የሆነ አካሄድ እየሄድን ነው በጣም ጥሩ ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ ፖሊስ ደውል የሚል ጥያቄ ነው። እንግዲህ ያው ፖሊስ ደውል ማለት ያው በሚገባ የጥያቄው ሂደት ያው የመደወል ሂደት ሊሆን ይችላል። እንግዲህ አሁን ብዙ ጊዜ የተለያዩ ችግሮች ሲፈጠሩ ወይም ደግሞ ብዙ ነገሮች የዘረፋ ስርዓት ሲኖሩ ወይም ደግሞ ብዙ ያላወቅናቸውን ነገሮች ሲኖሩ እንዲሁም ደግሞ ባላሰብነው መንገድ ሰዎች ሊዘርፉን ሲፈልጉ እንግዲህ በሚገባ በፍጥነት ፖሊስ ላይ እንደውላለን ማለት ነው። እንግዲህ ያው የምደውልበትም ዋነኛ ትልቁ ምክንያት ያው ከዛ ከሚሞክሩት ሊነጥቁን መሆን ሊዘርፉን ከሚፈልጉት ሰዎች መዳን ሊሆን ይችላል ማለት ነው። እንዲሁ ደግሞ በአጋጣሚ ሆኖ የተለያዩ ጥሎች ይኖሩ የቻለው ወይም ደግሞ የተለያዩ ያለመግባባት ሂደትዎች ይኖረው ሰዎች የሚጣሉበት ሂደት አለ ማለት ነው። ያን ጊዜ በጣም አልበርድ ካለ ወይም ደግሞ እነኚህ ሰዎች የጥላቸው በጣም እየከረረ እየከረረ ከሄደ በጣም አሸጋሪ የሚሆንበት ሂደት ስላለ ያንን እንግዲህ በጣም በተገቢው መንገድ የምንቀይርበት ሂደት ይኖራል ማለት ነው። እያንዳንዱን የ ይሄንን የ ሂደት አዝኖ ምክንያቱም ለኛ ሰዎች በጣም የተካረሩ የተካረሩ በጭራሽ በቃ ከቁጥጥር ውጪ የመሆን ሂደት ሲታይባቸው በፍጥነት ለፖሊስ አምልክቶ ቢያንስ የተለያየ ጉዳት ሳይደርስ በፍጥነት የሰዎችን ጉዳት ከመድረሱ በፊት ሰዎች ላይ ጉዳት ከመድረሱ በፊት በሚገባ ለፖሊስ ደውሎ ወደ ተሻለ እረምት እንዲሄዱ ማድረግ የተሻለ ለውጥ ነው። ብዬ ነው የማስበው ምክንያቱም እያንዳንዱ ነገር ስንመለከት ወዴትም ሆነ ወዴትም በሚገባህ ጥሩህ የሆነ የእሳቤ ሂደት ወይም ደግሞ የአመለካከት ሂደት እንዲኖራቸው የሚያነጹበት ሂደት ይኖራሉ ማለት ነው ከስተታቸው እንዲማሩ ያደርጓቸዋል ማለት ነው። እንደኛ ወስዶ ማለት ነው እና ከዚህ አንፃር ጥሩ የሆነ የአጠቃቀም ሂደትም ከተጠቀመ በጣም በተሻለ መንገድ ልዩ የሆነ ሂደትን መመልከት የምንችልበት ሂደት አለ ማለት ነው። እና ከዚህ አንፃር እንዲህ ብዙ ነገሮችን ተግባራዊ ለማድረግ ወይም ደግሞ ጥሩ ነገር ለመስራት የተሻለ ነገርን በሚገባ አለም አከናውንተን ብዙ ነገሮችን መረዳትና ማወቅና መመርመር ይኖርብናል ማለት ነው። እና ከዚህ አንፃር እንግዲህ በጣም በጣም ከፍተኛ የሆነ የእውቅና ሂደቶችን ወይም ደግሞ የእውቀት ሂደቶችን ማግኘት በጣም የተሻለ ለውጥ ልናመጣበት የምንችልበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ብዙ ነገሮችን የምንቀይርበት እና የምንለውጥበት ሂደት ይኖራል ማለት ነው። እና እያንዳንዱን እውቀት ያለንን ደግሞ ያለንን የእያንዳንዱን የማወቅ ጉጉትም ሆነ በሚገባ የምንሰራው እንደት በተገቢ መንገድ ማከናወን እና በጥሩ መንገድ መስራት የተሻለ ለውጥ እና የተሻለ ግብ ልናገኝበት የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ የልምድ ለውጥ የምናደርግበትን ሂደት በሚገባ ተግባራዊ ማድረግ የተሻለ ለውጥ እናመጣ የሚችልበትን ሂደት ያቀላጥፍልናል ብዬ አስባለሁ እና እንደ አጠቃላይ ይሄን ተግባራዊ ካደረግን ሁሉም ነገር የመቅለል ባህሪ ይኖረዋል እና ቀላል ይሆንልናል ብዬ አስባለሁ። ለእያንዳንዱ ነገር ደግሞ ተጠያቂ ስንሆን ብዙ ነገሮችን ምላሼ የምንሰጥበት እና ብዙ ነገሮችን የምን የምንማርበት ሂደት ይኖራል ማለት ነው። ለእያንዳንዱ ነገር እና ይሄ ደግሞ በጣም ለእኛ ትልቅ የሆነ ምሳሌ ሊሆነን የሚችልበት ሂደት አለ ማለት ነው። ለእያንዳንዱ ነገር ትልቅ የሆነ ውጤት ስናገኝ ደግሞ ትልቅ የሆነ ማሰብ ሂደታችን በጣም ትልቅ ሲሆን ነው ጥሩ ሲሆን አያንዳንድ ነገር በተሻለ መንገድ ለመረዳት እና ለማወቅ በጣም ትልቅ ጉጉት ይኖረናል ማለት ነው። ስለዚህ ይሄንን ጉጉታችንን ደግሞ በተገቢው ሂደት ለማከናወን እንግዲህ የተለያዩ ችግሮች ሊያጋጥሙን ይችላሉ በአጋጣሚ መንገዳችን ላይ ማለት ነው። ለምሳሌ አላስፈላጊ የሆኑ ስህተት የሚሰሩ ሰዎች ያጋጠሙልኝ ይችላሉ። እንዲህ ደግሞ በጣም ከእውነት የተራራቀ ሰዎች እንግዲህ በጣም ስህተት የያዙ ሰዎች ወደ እኛ መጥተውኛል የሆነ ነገር ሊሆን የሚችሉበት ሲል ካለ እንዴ ደግሞ ከእኛ ጋር ሊጣለው የሚችሉበት አለ ሂደት አለ። እና እንደዚህ ሂደቶችን እንግዲህ አንዳንዴ ብዙ ጊዜ ያው መጋፈጥ እና ከ ከባድ ሂደት ውስጥ ከመግባት በቀላሉ እነሱን ወደ የሚያስፈልገው አይን ወስዶ በሚገባ ችግራቸውን የምትጠይቀው መፈታት የሚችልበትን ህይወት መጠቀም አንድ ብልህነት ነው ማለት ነው። ምክንያቱም ከእነሱ ጋር ለምሳሌ አሮና ብልት ነው በቦቅ ስም ሺህ በካ ልጆም ሺህ

እሺ በጣም ጥሩ ወደ ቀጣዩ ጥያቄ ገብተናል ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ ያው ብዙ ጥያቄዎች አሉ ማለት ነው። እንግዲህ ያው ቀይ ሽንኩርት የሚል ጥያቄ ነው በጣም ጥሩ። ቀይ ሽንኩርትን እንግዲህ በጣም በብዙ መንገድ የምንጠቀምበት ነው ማለት ነው ቀይ ሽንኩርት በጣም ትልቅ የሆነ ውጤት ወይም ደግሞ የተሻለ ምግብ አሰራር ህደትን እንድንሰራ የሚረዳን ነው ማለት ነው። ቀይ ሽንኩርት ስንመለከተው እንግዲህ ቀይ ሽንኩርት እንግዲህ ያው እኔ በጣም በጣም ከፍተኛ ደረጃ ቀይ ሽንኩርትን አምርቼ በደንብ ያለማሁበት ሂደት ነበርና ከቢያንስ ከ ስድስት አመት አካባቢ በፊት ማለት ነው። እንግዲህ ያመረትኩበት ህደት አለ ቀይ ሽንኩርትን ማለት ነው እንግዲህ ቀይ ሽንኩርት እንግዲህ በጣም በጣም ከፍተኛ የሆነ አድካሚ ስራ ነው ማለት ነው። ሽንኩርት እንደ አጠቃላይ ስናየው ማለት ነው ምክንያቱም በጣም በጣም ከፍተኛ የሆነ ሀይል የሚፈልግ ነው እንዲሁ ደግሞ ከፍተኛ ገንዘብ የሚፈልግ ነው። በርካታ ከሰራን ማለት ነው እኔ እንግዲህ በጣም በከፍተኛ ደረጃ ነበር የሰራሁት በርካታ ነበር እና። ያን ስሰራ ምንድነው በጣም ጥሩ የሆነ ጎንም አለው መጥፎም የሆነ ጎን አለው ሽንኩርት እንግዲህ በጣም ትልቅ የሆነ ኪሳራም ያመጣል እንዲሁም ትርፍ ያመጣል ማለት ነው። እና እንግዲህ ሽንቁርቱ በሚገባ እኔ በአሪፍ የሆነ መንገድ በልዩ ሁኔታ ሽንኩርቱን ያመረትኩበት ወይ ደግሞ ሽንኩርቱን ከተከላው ጀምሮ እስከ እያንዳንዱ ኩትኳቱ አረም ሂደት እንዳለ እያንዳንዱን ከሰራተኞች ጄጋ ያው በሚገባ አብሬያቸው እሰራ ነበር። እና እንግዲህ ያው እያንዳንዱን የሽንኩርት ሂደት ወይም ደግሞ እያንዳንዱን የመኮትኮት ሂደት ማለት ነው በብዙ መንገድ የሰራሁበት ሂደት አለማዘን ከዛ በጊዜ ሂደት እንግዲህ በጣም ሽንኩርቱ በጣም የሌለ በጣም ሀይለኛ እና በጣም ትልልቅ የሆነበት ሄደ ማለት የሆነ ሄደ ማለት ነው። ከዛም በመቀጠል እንግዲህ ሽንኩርቱ በጣም እያማረበት ሄደና በጣም አሪፍ ሆነ ያው እያለ እያለ መድረሱ አይቀርም ወደ በሚገባ ወደ መድረሱ ሄደ ማለት ነው ወይም ደግሞ በጣም በልዩ ሁኔታ አሪፍ ሆኖ ደረሰ ማለት ነው። ሽንኩርቱ እና ልክ ሲደርስ በሚያስገርም ሁኔታ ገበያው ሙሉ በሙሉ የወረደበት ሂደት ነበር። ቀጣይም ሽንኩርቱ ሲደርስ እና ያ ጊዜ ላይ በጣም ከባድ የሆነ አወራረድ ወረደ ማለት ነው። ገበያው በጣም በጣም ሙሉ በሙሉ በሚባል ደረጃ በቃ በትንሽዬ ብር በጣም ብዙ የሽንኩርት ይዞ መሄድ የሚቻልበት ሂደት በጣም ርካሽ የሆነበት ሂደት ነበር። እና ከዛ ጊዜ ያን ጊዜ ላይ ሽንኩርቱ በሚገባ ደርሷል ያው ምንም ማድረግ አልችልም ባለው አየር ወደዛ የሸጥኩበት ሂደት አለና ሙሉ በሙሉ ኪሳራ ላይ የጣለኝ ጊዜ ነበርና እንግዲህ ያው እያንዳንዱ ስራዎች በጣም ጥሩ የሚሆንበትም መጥፎ የሚሆንበትም ሂደት አለ ማለት ነው። በተወሰነ ጊዜ ላይ በጣም ጥሩ ገቢ ያገኘሁበት ሂደት ነበርና ከዛም በመቀጠል ይሄኛው ስራዬ ላይ ደግሞ ሙሉ በሙሉ ኪሳራ የሆነበት ሂደት አለ ማለት ነው። ይሄ እንግዲህ ያው በየትኛውም መስክ ላይ የሚያጋጥም ኪሳራ ሂደት ነው ብዬ በሚገባ የተቀበልኩት ሂደት አለ ማለት ነው እና ሽንኩርትን በደንብ የሰራሁበት ሂደት ነበር ማለት ነው። እና በጣም አሪፍ የሆነ ሂደት ወይም ደግሞ አሪፍ የሆነ የምርት አመራረት ሂደት ላይ ነበር የተጠቀምኩበት ማለት ነው። ሽንኩርቱን እና ከዚህ አንፃር እንግዲህ ሽንኩርት በጣም ልፋት ቢኖረውም እንደዛው ጥሩ ገበያ ሊኖረው ከቻለ በጣም ጥሩ ገበያ ያስገኛል ማለት ነው። እንዲሁም ደግሞ ገበያው በጣም አስቸጋሪ የሆኑ ገበያው ቀላል በሚሆንበት ጊዜ ያ ጊዜ ላይ በጣም ከባድ የሆነ የሚሆንበት የኪሳራ ሂደት የሚያመጣበት ሁኔታ አለና ከዚህ አንፃር እንግዲህ ኪሳራው ከበድ የሚልበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ሽንኩርትን በተወሰነ ጊዜ አምርቼዋለሁ ለማለት ነው። እና ቀይ ሽንኩርት እንግዲህ በጣም ጥሩ በሆነ አቀማመጥ ላይ ወይም ደግሞ መሬት አይነት ላይ ስንተከል በጣም ትልቅ የሆነ የኩርት አይነት ወይም ደግሞ የኮረቷ በጣም ትልልቅ የሚሆንበት ሂደት አለ እና ከዚህ አንፃር እንግዲህ ብዙ የሆነ የአለማሚ ሂደትን ያለማውበት ህደት አለ ማለት ነው። በሰአቱ እና እንደ አጠቃላይ በጥሩ ያለማም ሂደት ወይም ደግሞ በተሻለ ያለማም ሂደት ውስጥ በጣም ትልቅ የሆነ እውቀትና ሂደትን ያገኘሁበት ሂደት አለ ማለት ነው። ምክንያቱም እያንዳንዱን ሂደት አንዳንዴ ስናገኝ ብቻ ላይሆን ይችላል ስናጣም ብዙ ትምህርቶችን የምንማርበት ሂደት ይኖራል ማለት ነው። እና ከዚህ አንፃር እንግዲህ ይሄንን ታሳቢ አድርገን መንቀሳቀስ ይኖርብናል ማለት ነው። ለእያንዳንዱ ነገር ማለት ነው እና እንደ አጠቃላይ ይሄንን ተገቢውን

እሺ በጣም ጥሩ። ወደ ቀጣይ ጥያቄያችን እንግዲህ ስንገባ ያው እያንዳንዱ ጥያቄዎች እንግዲህ ጥሩ የሆነ ሂደት አላቸው ማለት ነው። እንግዲህ በዋናነት እያየናቸው እያየናቸው ያለው ጥያቄ በጣም። ጥሩ የሆነ ነው ማለት ነው እንግዲህ ያው በጣም ጥሩ ሂደት አለው ማለት ነው። እንግዲህ ወደ ጥያቄውም ስንገባ መሄድ የሚል ነው እንግዲህ ያው መሄድ ማለት ያው በተለያየ ምክንያት እንግዲህ ከቦታው ቦታ እንቀሳቀሳለን ወይም ደግሞ ከቦታው ቦታ። እንሄዳለን ማለት ነው እንግዲህ የምንሄድበትም ሂደት በጣም በተለያየ መንገድ ልንሄድ እንችላለን ማለት ነው። አንደኛው በትምህርት ደረጃ ልንሄድ እንችላለን አንደኛው ደግሞ በሌላ በጥሩ በሆነ ለምሳሌ በሹፍርና ሊሄድ ይችላል አንደኛው ደግሞ በተለያየ በግብርና አለም ውስጥ ሊሄድ ይችላል። እንዲሁም አንደኛው ደግሞ በቅጥር ህይወት ውስጥ ሊሄድ ይችላል አንዱ ደግሞ በራሱ ቢዝነስ ውስጥ ሊሄድ ይችላል እና በብዙ አይነት መንገድ ሰዎች የሚንቀሳቀሱበት ሂደት አለ ማለት ነው። ወደ የፈለጉበት የስራ መስከም ደግሞ የፈለጉት የስራ አለም ላይ ማለት ነው። እና ከዚህ ከዚህ አንፃር እንግዲህ ከብዙ መንገድ ሰዎች ወደሚፈልጉበት እና ወደሚያልሙበት ወደ አቅዱበት እንቅስቃሴ የሚያደርጉበት ሂደት እንግዲህ አለ ማለት ነው። ከዚህ አንፃር እንግዲህ ብዙ ነገሮችን ተመልክተን ብዙ ነገሮችን አውቅን ብዙ ነገሮችን ተረድተን በሚገባ ማየትና ማመንና መረዳት በጣም ይኖርብናል ብዬ አስባለሁ። ምክንያቱም ብዙ ነገሮችን ከግንዛቤ ውስጥ ከተን ብዙ የተሻለ ልምድና የተሻለ እውቀት ይዘን ለሰዎችም ለእኛም የተሻለ ምርትና እውቀትን በደንብ ይዘን በደንብ መስራት ያለብን እኚህ ስራዎች በሚገባ መስራት ይኖርብናል ማለት ነው። እና ከዚህ አንፃር ትልቅ የሆነ የእውቀትና የማስተዋልን ሂደት በደንብ መያዝ እና መመርመር ይኖርብናል ማለት ነው። እያንዳንዱን ሂደት እንግዲህ ለተሻለ ለውጥ እንግዲህ በጣም መትጋትና መሄድ ይኖርብናል ማለት ነው። እያንዳንዱን የሙያ ሂደትን እና የእውቀትን ደረጃን እንግዲህ በጣም በተሻለ መንገድ እንግዲህ አሪፍ አርግተን መስራት እና ማወቅ እና መረዳት ይኖርብናል ብዬ አስባለሁ። እንግዲህ ከእያንዳንዱ የጥያቄ ሂደቶች ውስጥ እንግዲህ መሄድ የሚለው በብዙ መንገድ እንግዲህ እንቅስቃሴ ልናደርግ ወይም ደግሞ በብዙ መንገድ ልንሄድና ወዲህ ይሄው ደግሞ ምንፈልገው ቦታ ላይ ለመድረስ እንግዲህ በተለያየ አቅጣጫ የምንጓዝበት ሂደት አለ ማለት ነው። ይሄ እንግዲህ በጣም ተለያየ ሊያደርገው የሚችልበት ሂደት አለ ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን እያንዳንዱን የመሄድና የመወሰን ሂደትንም በደንብ ተግባራዊ አድርገን ስንቀሳቀስ እንግዲህ ለእያንዳንዱ ነገር ተጠያቂነታችን የሚጨምርና ወይም ደግሞ ጥሩ የሚሆንበትም ሂደት አለ ማለት ነው። ከዚህ አንፃር እንግዲህ ያው በተለያየ መስክ ላይ ያው በብዙ መንገድ እንሄዳለን በብዙ መንገድ እንጓዛለን ማለት ነው። እንግዲህ አንዳንድ መንገዶች እንግዲህ በጣም ከባድ የሚሆኑበት ሂደት አለ በህይወታችን ላይ ማለት ነው። ምክንያቱም ባሰብነው መንገድ የመሄድ ትተን ወይም ደግሞ ያ በተረዳነው መንገድ እንዳንሄድ በጣም በብዙ መንገድ የሚቀይሱ ወይንም ደግሞ በብዙ ሂደቶች ውስጥ የለንም ልዋጭ ደግሞ የተሻለ ሂደትን በጣም የሚቀይሩበት ሂደት አለና ይሄ ደግሞ በጣም ትልቅ የሆነ የእውቀት ማንነትና ምንነት ነው ማለት ነው። እና ከዚህ አንፃር እንግዲህ ያው በብዙ የአቅጣጫ ሂደቶች ውስጥ ደግሞ በብዙ ልምምዶች ውስጥ ሰዎች በተለያየ መንገድ የሚሄዱበት ሂደት አለ እና ይሄ ደግሞ በጣም ትልቅ ሆኖ የውሳኔ መለዋወጥ ሂደት አለው ማለት ነው። እና ከዚህ አንፃር እንግዲህ ብዙ ነገሮችን አስበው ብዙ ነገሮችን ለመቀየር እና ብዙ ነገሮችን ለመረዳት እንግዲህ በእያንዳንዱ መስክ ላይ የተሰማራንበትን የስራ መስክ በተደራጀ መንገድ እንቅስቃሴ ስናደርግ በአጋጣሚ የሆነው የሄድንበት መንገድ ስህተት የሚሆንበት ሂደት ይኖራል ማለት ነው። እና በጣም እንግዲህ ከዛ ነገር ተምረን ነው በሌላ መንገድ የምንጀምርበት ሂደት አለ ህይወታችንን እና ከዚህ ከዚህ አንፃር እንግዲህ በጣም በብዙ መንገድ ልናየው የምንችለውን በጣም ብዙ የሆነ የእውቀት ሂደቶችንም ታሳቢ አርግተን መንቀሳቀስ የምንችልበትን ሂደት እንግዲህ እንደ አጠቃላይ መፍጠርና መንቀሳቀስ ይኖርብናል ማለት ነው። እና ጠቅለል አርግተን ስንመለከት እነ እያንዳንዱ ነገር እንግዲህ በጣም ትልቅ የሆነ ዋስትና የሆነ የእውቀት ደረጃም ሊኖረን ይገባል ማለት ነው። እና አጠቃላይ ይሄንን ተገቢውን ሂደት ማድረጋችን ጥሩ የሆነ እንቅስቃሴን ይኖረዋል ማለት ነው። እንግዲህ እንደ አጠቃላይ ያው የመሄድ መሄድ የሚለውን ነገር ስንመለከት ያው እንዳልነው በተለያየ መስክ ላይ ሰው ተማርቶ በየራሱ አቅጣጫ የሚሄድበት ሂደት አለና እንደ አጠቃላይ ሰዎች በተለያየ መንገድ የሚጓዙበት ሂደት ስላለ ይሄ እንግዲህ የመሄድ ነገር የሚገልጽልን ነው ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ጠያ ቀጣዩ ጥያቄያችን ጠረንጴዛ የሚል ነው። ጠረጴዛ እንግዲህ ያው በጣም ሰዎች በሚገባ ሊጠቀሙበት የሚችሉበት እንግዲህ የቤት መገልገያ ነው ማለት ነው። እኔም እንግዲህ በሚገባ የምጠቀምበት ነው ማለት ነው። ጠረጴዛን እንግዲህ ስናይ እንግዲህ ጠረጴዛ ያው እቤት ውስጥ በሚገባ አስቀምጠን ወይም ደግሞ በሚገባ በተለያየ ሞድ ተሰርቶ በተለያየ የእንጨት አሰራር በሚገራርም ቅርሶች ተሰርተው እንግዲህ ቤታችን በሚገባ ምን ላስቀምጥበት ሂደት ነው ማለት ነው። እና በሚገባ አስቀምጠናቸው እንግዲህ ያው የተለያዩ የሚያስፈልጉትን ልብሶች በሚገባ ጠረጴዛዋን አሳምረን እናለብስና ከዛም በመቀጠል እንግዲህ ጥሩ የሆነ የልብስ ቆንጆ የሆነ ከለር ያለው ልብስ ካልለበሰው በኋላ ከዛም በመቀጠል እንግዲህ የተለያዩ እዛ ጠረጴዛ ላይ ሊያጌጡ የሚችሉ ወይም ደግሞ ሊያምሩ የሚችሉ አበቦችን በሚገባ የምናስቀምጥበት ወይም ደግሞ የምናደርግበት ሂደት አለ ማለት ነው። እዛ ጠረጴዛ ላይ ከዚህ አንፃር እንግዲህ ጠረጴዛን በደንብ ልንጠቅምበት እንችላለን ማለት ነው። እና እንደ አጠቃላይ ጥሩ የሆነ የአጠቃቀም ሂደት የሚገባ ይሄ ወሳኝ የሆነ ሂደት ነው ማለት ነው። የጠረጴዛው ሂደት ማለት ነው እና እንደ አጠቃላይ ጥሩ የሆነ የጠረጴዛ ያቀማመጥና የመተግበር ሂደትን በደንብ የምናይበት ሂደት አለ ማለት ነው። እንግዲህ ጠረጴዛን ስንመለከት ቤታችን ውስጥ እንግዲህ ጽድት ያለ አቀማመጥ ወይም ደግሞ ጽድት ያለ የ የማማሯ ሂደት በጣም እንደየሙያተኛው ቢለያይም እንግዲህ ጥሩ የሆኑ ሙያተኞች በጣም የእግሯን ራሱ አቀማመጧን በጣም ለየት አድርገው የሚያስቀምጡና ቅርጹን ማወጣጣቸውን በጣም በልዩ ሁኔታ ሊያስቀምጡ የሚችሉ ሰዎች ወይም ደግሞ ባለሙያዎች አሉ የፈርኒቸር ባለሙያዎች ማለት ነው። እንግዲህ እነሱ በሚገባ ሲሰሯት ያው ቤታችን ውስጥ እኛ ደግሞ በሚገባ አሸብረቃ እንድትቀመጥ የተሻለ የልብሷን የማልበስ ደግሞ የአንዳንዱን የምትፈልገውን የአለባበስ ሂደት እንድትጠቀም ማድረግ ሂደት በጣም ከእኛ የሚጠበቅ ይሆናል ማለት ነው። እና እንደ አጠቃላይ ብዙ ነገሮችን ስናስብ ወይም ደግሞ ብዙ ነገሮችን ስንረዳ እያንዳንዱን የሙያ ከህሎታችንንም በሚገባ ከዚህ ጋር ተያይዞ እንግዲህ የምናይበት ሂደት አለ ማለት ነው። ምክንያቱም ቤታችን ውስጥ አሁን ያለችውን የጠረጴዛ አይነት ስናይ ከእሷ ደግሞ በጣም ያመረ የአበባዎችን እላይዋ ላይ ስናደርግ ምን ያህል ጌጧ እንደሚያምር ወይም ደግሞ ጠረጴዛው እንደምታምር ስናስበው በጣም ልንገረምና በሚገባ ለዛ ይችላል አባባ የምትሆን በጣም ጥሩ የሆነ መቀመጫ የምንፈልግበት ሂደት አለ ማለት ነው። እና እንግዲህ ያችን አበባ ደግሞ በደንብ ይፈልገን ከገኘን በኋላ ጥሩ የሆነ የማስቀመጥ ሂደት ለኋላ ይሄን አደርጋለሁ ማለት ነው። እና ከዚህ ጋር ተያይዞ ደግሞ በተሻለ መንገድ ስንመለከት ጥሩ ነው የሚባለውን የአበባ ማስቀመጥ ሂደትን በተገቢው መንገድ የምናስቀምጥበት ሂደት አለ ላይዋ ላይ ማለት ነው። እና ጠረጴዛ እንግዲህ ለአንድ ለቤታችን ምርጥ የሆነ የድምቀት የምትሆንበት እና ጌጥ የምትሆንበት ሂደት አለ ማለት ነው። እንደአንዱ ደግሞ ለምሳሌ በሰፊው በተለያየ ድግስ ሊኖርብን ይችላል የተለያየ ነገር ሲኖርብን ሰዎችን ስንጠራ እንግዲህ እዛ የጠረጴዛ ላይ ፉ አድርገተን በትልቅ እየተረፈ ይዛ ይጠረጴዛ ላይ ያቅርብን በጣም በርካታ ሰዎች ተሰርስበው የሚመገቡባት ማድረግም የሚችልበት ሂደት አለ። እና ይሄም አሁን አንድ ትልቅ የሆነ ደስ የሚል ስሜትን ትፈጥራለህ እቻች የጠረጴዛ ቤዛ በኩል በጣም ከአስር ከአስራ አምስት ሰው አንድ ላይ ተሰብስቦ ሲመገብ ትልቅ የሆነ ደስታን ትፈጥራለህ ማለት ነው። ያኪ ጠረጴዛ ስንመለከታት ምክንያቱም የዛ ሁሉ እሳቤ ሰበሰበችዋት ጥረቤዛ ለች አሉ ጋር ውጪ ምናምን እና ይሄ ደግሞ ትልቅ የሆነ ለቤቱ ማድረግ እና ለቤቱ ክብር ትልቅ የሆነ ቦታን ትሰጣለች ማለት ነው። ጠረጴዛዋ እና ከዚህ ጋር ተያይዞ እንግዲህ ያው ቤታችንን ሊያደምቁልን የሚችሉ ለምሳሌ ከጠረጴዛ ጋር ተያይዞ ሶፋዎች ይኖራሉ እንዲሁም ደግሞ የተለያዩ የአበባ አስቀመጫ ሂደቶች አሉ። በረንዳ ላይ አበባዎች ይኖራሉ እና እነኚህ እነኚህ እንግዲህ አሁን ያው ለቤታችን ወሳኝና ቤታችንን ማግኘጫ የምናደርግበት ሂደት አለ ማለት ነው። እና በዋናነት እንግዲህ የእያንዳንዱን የቤታችንን ጌጣጌጦች ባለን ነው በሚገባ በተሻለ መንገድ የምንጠቀምበትና ጥሩ በመንገድ የምናይበት ሂደት ይኖራል ማለት ነው። እና እንግዲህ ጠረጴዛን የምናስቀምጥበትንም ሂድት በደንብ ቦታውን መለየት ይኖርብናል ማለት ነው። እና አንዳንድ ጊዜ ላይ ጥሩ የሆነ ቦታ ሳናስገምር ስንቀር ያው የተለያየ የማስጠላት ባህሪ ስለሚኖረው ይሄንን ደግሞ ከገንዘብ የቀጠል መጠቀም ይኖርብናል ማለት ነው። ጠረጴዛዋን እና እንግዲህ እንደ አጠቃላይ ለአንድ ቤት የምናጌጥባት ሂደት ነች ማለት ነው። ጠረጴዛ እንደ አንድ

እሺ በጣም ጥሩ እንግዲህ ወደ ቀጣዩም ጥያቄ ስንገባ ያው እንግዲህ ብዙ ጥያቄዎች የተነሱ በጣም ጥሩ የሆነ ጥያቄ እያየን ነው እየተረዳን ነው ማለት ነው። እንግዲህ ወደ ቀጣዩ ጥያቄም ስንገባ ያው እንግዲህ በዋናነት ማክሰኞ የሚል ጥያቄ ነው እንግዲህ ማክሰኞ በጣም ደስ የሚለኝ ቀን ነው ማለት ነው እንዲሁም ደግሞ በአካባቢያችን ትልቁ ገበያ ያለው ማክሰኞ ነው ማለት ነው። በእኛ በከተማዋ ማለት ነው በጣም ትልቅ የሆነ ገበያ ነው ያለው ማክሰኞ ማክሰኞ እና ያው ማክሰኞ ቅዳሜ ገበያ ይሁን እንጂ ያው ያው በማንኛውም ጊዜ ገበያ አለ። ግን ያው በጣም ከባዱ ገበያ ማክሰኞ እና ቅዳሜ ነው ያው ቅዳሜ መለስ ይላል ማክሰኞ ነው በጣም ከባድ የሆነ ገበያ ያለው ማለት ነው። እንግዲህ ማክሰኞ ከቀናቶች ውስጥ ከሰባቱ ቀናቶች ውስጥ አንደኛዋ ነች ማለት ነው ከሰኞ ቀጥሎ ያለችው ማክሰኞ ነች ማለት ነው። እና እንግዲህ ከሮብን ኋላ ከሰኞ ፊት ያለችው ነች እንግዲህ ማክሰኞ የምንላት ቀን ማለት ነው። እና ለማክሰኞ እንግዲህ ስናይ ጥሩ የሆነ የቀን ሂደት አለው ወይም ደግሞ ጥሩ የሆነ የቢዝነስ በደንብ የሚሰራበት ንግድ በደንብ የሚተረፍበት ቀን ነው ማለት ነው። ምክንያቱም በጣም ብዙ ሰዎች ወደ ገበያ ስለሚመጡ ወይም ደግሞ ብዙ ነገሮችን ለመገብየት በጣም ትልቁ ገበያ እንዳልኩት ስለሆነ ሰዎች የሚመጡበት ሂደት ስራ አለ ያ ደግሞ በጣም ትልቅ የሆነ ጥሩ የሆነ ስራ ነው የሚያሰራበት ቀን ነው ማለት ነው። ማክሰኞ ሲሆን ማለት ነው እና እንደ አጠቃላይ ጥሩ የሆነ የገቢ ምንጭም የሚገኝበት ነው ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ጥሩ የሆነ የእውቀት ደረጃንም የምናሰፋበት እውነት አለ ማለት ነው። ምክንያቱም ከብዙ ሰዎች ጋር ተገናኝተን ብዙ ነገሮችን የምንነጋገርበት አንዳንዱ ይጨቃጨቃል አንዳንዱ ጥሩ ነገር ይናገራል አንዳንዱ ተለያየ እኛን የሚወግም ነገር ወይም ደግሞ እኛን የሚነካ ነገር ይናገራል። አንዳንዱ ደግሞ ትምህርት አዘል ነገር ይናገራል አንዳንዱ ደግሞ ያፌዛል እና ብዙ አይነት ሰዎች ጋር ስለምንገናኝ በጣም አንዳንዱ የሚያስተምረን አንዳንዱ ደግሞ ጭራሽ አጠገባችን መቆምም የሌለበትም ማካይት ስላለ በጣም አይምሮአችንም ሀሳብ ስለሚደራረብበት የመረጋጋት ሂደትም አይኖረውም ማለት ነው። ወደ ስራና ስራ ብቻ የሚልበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ነው እንግዲህ በጣም በከፍተኛ ደረጃ እንዳለው የተሻለ ለውጥና የተሻለ ሀብትን መገንባት ሂደትም ሆነ ብዙ ለውጦችን ለማሳየት እንግዲህ ያው ብዙ አይነት ቀኖች ቢኖርም ያው በእኛ ጋር በጣም ማክሰኛው ማንኛውም ገበያ ሰራተኛ በጣም ትልቅ የሆነ ገቢ የሚያገኝበት ሂደት ነው ማለት ነው። የትኛውም ዘርፍ የተሰማራ ሰው ማለት ነው እና በእያንዳንዱ በኩል ገበያ የሚገበይውን ደግሞ የተሻለ ነገር የሚፈልግ ሰው ስለሚመጣ ማለት ነው። የተለያዩ አልባሳት ይኖራሉ ብዙ ነገሮች የሚሸጡበት ደስ ስለሆነ ያው ብዙ ገቢ የሚገኝበት ቅን ነው ማለት ነው። እንደ አጠቃላይ እንዲሁም ደግሞ ማክሰኞ እንግዲህ ስንመለከተው በተለያየ የቀን ሂደቶች ውስጥ እንግዲህ ስራችንን በደንቡ እንዲደራ የምናረግበት ወይም ደግሞ ስራችንን ሰኞ ቀዝቀዝ ባለ ሁኔታ ጀምረን እንግዲህ ማክሰኞ ቀስ እያለ እየተሟሟቀ ከጠዋት ጀምሮ እየተሟሟቀ በጣም ከፍተኛ ወከባ የሚሆንበት ሂደት ነው ወደ አምስት ሰዓት ጀምሮ ማለት ነው። በጣም ከባድ የሆነ ወከባ የሚሆንበት ሂደት ስላለ ይሄ ደግሞ በጣም ትልቅ የሆነ ትውስታንና ሂደትን የሚፈጥር ነው ማለት ነው። እና ከዛ እስከ ስምንት እስከ ዘጠኝ እስከ አስር እስከ ማታ እስከ አስራ ሁለት ሰዓት በላይ ድረስ በደንብ እንቅስቃሴ በጣም ከፍተኛ የሆነ የተለያዩ እንቅስቃሴዎች የሚታይበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ትልቅ የሆነ የገበያ ሂደት ነው ማክሰኞ ማለት ነው። እና እያንዳንዱን የገበያ ሂደትም ደግሞ ተዚሁ ጋር ተያይዞ ስንመለከተው በጣም ልዩ የሆነ ግንዛቤን የምናገኝበትና የምንረዳበት ሂደት ስላለ ይሄ ደግሞ በጣም ለእኛ ትልቅ የሆነ ዋስትና የሚሆንበት ሂደት ይኖራል። ብዬ አስባለሁ ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ ለውጥን እና ተግባርን የምናሳይበት የምናገኝበት ሂደት ነው ማለት ነው። እንደ አጠቃላይ ይሄና የተሻለ ለውጥ ለማየት ደግሞ የተሻለ ቀን በጣም በውሳኔያችን ውስጥ ማስገባት ትልቅ በጣም ትልቅ የሆነ ነገር ነው ብዬ ነው የማስበው። ምክንያቱም ብዙ ቀኖች አሉ አሁን እንደዚህ አስቸጋሪ የሆነ ምቹ የሌለ ምቾት የሌላቸው ቀናቶች ማለት ነው እና እነሱን እነሱን እንግዲህ አሁን በተወት እያደረግን በተሻለ መንገድ በጣም ጥሩ በሆነ መንገድ የምንሰራበት ሂደት አለ ማለት ነው። እና ይሄ ደግሞ በጣም ለእኛ ትልቅ የሆነ ዋስትና ሊሆን የሚችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ የገበያ ሂደት እና የቀናት ሂደት ነው ማለት ነው። ማክሰኞን ስንመለከተው እና በሚገባ እንግዲህ የቀናቶቹን ሂደት እያየን የሚያስፈልጉንን ነገሮች በርከት ልናረግበት የምንችልበት ሂደት አለ ማለት ነው። በቀላሉ ስለሚሸጡ ማለት ነው ከዚህ ከዚህ አንፃር እንግዲህ ማክሰኞ ይሄን ትመስላለች ማለት ነው። እኛ ጋር ባለችበት ሂደት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄም ስንገባ እንግዲህ ያው ቀጣዩን ጥያቄ ስናየው ሩቅ የሚል ነውና እንግዲህ ሩቅ እንግዲህ በጣም ይሄ የሚናይበት ሂደት በጣም በተለያየ ሁኔታዎች ውስጥ ነው ማለት ነው ሩቅ የሚለውን ነገር የምንየው ማለት ነው። እንግዲህ በተለያየ አለም ላይ ስንኖር በተለያየ ህይወታችን ብዙ መንገድ የሚሄድበትን ሂደት ስናይ በጣም በብዙ መንገድ የምንቀናበት ሂደት አለ ማለት ነው። እና እንግዲህ ብዙ ነገሮችን ግዴታ እያንዳንዱን ነገር ለማድረግ ወይም ደግሞ እያንዳንዱን ነገር ለመተግበር የምንሄድበት ሂደት በጣም ሩቅ የሚሆንበት ሂደት አለ ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ሩቅ የሚለውን ሂደት ስናይ አንዳንዴ እካለ የት ነው የሚኖረው ስንባል እንደዚህ በጣም ሩቅ ቦታ ልንል እንችላለን ማለት ነው። እና ከዚህ ጋር ታያይዘው ብዙ ነገሮችን ማየት የምንችልበት ሂደት አለ ማለት ነው። ምክንያቱም ብዙ እውቀቶችን ብዙ ልምዶችን ስለምናይ ወይም ደግሞ ስለምንተገብር ለእያንዳንዱ ነገር እንግዲህ ዋስትና ለመሆን ለራሳችን እንግዲህ ቃል የምንገባበትም ሂደት ይኖራል ማለት ነው። ምክንያቱም ምክንያቱም እያንዳንዱ ውጤት እንግዲህ ሩቅ እንደሆነ በደንብ ስለምናውቅ በቀላሉ ማንኛውም ነገር ላይ ስለማንደርስ ይህንንም ከግንዛቤ ውስጥ ከተን እንግዲህ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እና እያንዳንዱን ነገር ለመተግበርም ሆነ ለማድረግ ብዙ ነገሮችን ከታሳቢ አርግተን ጥሩ በሆነ መንገድ እንግዲህ ሂደቱን በጣም የምናከናውንበት ሂደት አለ ማለት ነው። እና እያንዳንዱን ነገር በተገቢው መንገድ መተግበርና መረዳትና ማወቅ የተሻለ ለውጥና የተሻለ ብልህነት ያመጣልናል ብዬ አስባለሁና ከዚህ አንፃር ነው እንግዲህ በደንብ መጠቀም ያለብን ማለት ነው። እያንዳንዱን ነገር ስናይ እያንዳንዱ ለምሳሌ አንድ ሙያ ላይ ስንሰማራ እንግዲህ በጣም በከፍተኛ ሁኔታ ያ ሙያ ጥሩ የሚሆንበት ሂደት አለ ማለት ነው። እንግዲህ እሱን ሙያ እንግዲህ በደንብ ተምረን ለመሄድ ርቀት ያለው መንገድ ወይም ደግሞ ሩቅ የሆነ መንገድ እንደምንሄድ በመጀመሪያው ለራሳችን ቃል ገብተን መንቀሳቀስ አለብን። ምክንያቱም ለራሳችን ቃል ካልገባን በተወሰነች ቀን ውስጥ ተመልሰን ወደ ወደ አላሰብነው ነገር የምንገባበት ሂደት አለና ስለዚህ ይሄንን ታሳቢ አድርገን በሚገባ ሩቅ የሆነ መንገድ እንደሆነ ተራድተን እያንዳንዱ የህይወት ራሱ የመሄዳችን ሂደት ወይም ደግሞ ህይወትን የመኖራቸውን ሚስጥር ርቀት እንዳለው በደንብ መጀመሪያ መገንዘብ አለብን ማለት ነው። እና ይሄንን ከተገነዘብን በቀላሉ የመኖር ሂደታችንን የምናጣጥምበት ሂደት ይኖራል ማለት ነው። እና ከዚህ አንፃር ሩቅ የምንኖርበትን ሂደት ወይም ደግሞ የህይወታችን ገና ጅማሮ እንደሆነ በደንብ አውቀን በጣም ብዙ ጊዜያት እንደምንኖርም በደንብ ተራድተን ብዙ ነገሮችን ለማድረግ ተስፋ ያለመቁረጥ ሂደት ይሆነናል ማለት ነው። እንግዲህ ሩቅ የሚለውን ነገር ስናስብ ማለት ነው ምክንያቱም እያንዳንዱ ነገር በቅርበት አይኖርም ማለት ነው። በጣም በጥረት እና በጣም በጥሩ በሆነ መንገድ ስንቀሳቀስ ነው እንግዲህ በፍጥነት ማንኛውም ነገር ላይ ልንደርስ የምንችለው ማለት ነው። እና ከዛ ሲቀጥል ደግሞ በተሻለ መንገድ እና በተሻለ እውቀት ለመበልፀግ ስናስብ እንግዲህ በዋናነት ያው ሩቅ የሚባለውን ሂደት ወይም ደግሞ በተሻለ ሁኔታ መሄድና መንቀሳቀስ ያለብን ሂደት ይኖራል ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የርቀት አካሄድ ወይም ደግሞ ሩቅ የሆነ የማንኛውንም የተግባራዊ ለማድረግ የምናልመውን ኢላማ በደንብ አስበን ወይም አቅደን መንቀሳቀስ ይኖርብናል ማለት ነው። እና ይሄ እንግዲህ በጣም ትልቅ የሆነ ሂደት ነው ብዬ አስባለሁ ለእያንዳንዱ ነገር እንግዲህ በጣም ጥሩ የሆነ የርቀት ሂደት ወይም ደግሞ የርቀት ሁኔትን በሚገባ የምናይበትን የምንረዳበት ሂደት አለ ማለት ነው። እና የተሻለ ለውጥና የተሻለ እውቀትን ይዘን በደንብ የምንኖርበት ሂደት አለ ማለት ነው። እና እንደ አጠቃላይ ሩቅ የሚመስለን ሂደትን በደንብ ተገንዝበን በሚገባ መጠናታችን ስንሄድ ያሰብነው የርቀት ደረጃ ላይ ሳንደርስ በቅርበት የምንፈልገው ቦታ ላይ ልንደርስ ስለምንችል ይሄንንም ከግንዛቤ ከተን በጥረታችን ብቻ ምንም አይነት ነገር እንትን ሳንል በደንቡ በሚገባ ምንም ሳንወላውል ወይም ደግሞ ወደ ግራ ወደ ቀኝ ሳንል ጥሩ በሆነ ወጥነት ባለው የአሰራር ሂደት መስራታችን በጣም ትልቅ የሆነ ለውጥና አላማን የምናሳካበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይህንን በተገቢው መንገድ ካደረግነው ጥሩ የሆነ ውጤትና ብልሃት የምናገኝበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይህንን በተገቢው መንገድ ከተገበርን ብዙ ነገሮች የሚለወጡበት ሂደት ይኖራሉ ማለት ነው። እና እንደ አጠቃላይ ይሄንን ይመስላል እንግዲህ ጠንካራ አድርገን ስናየው በእያንዳንዱ ሂደት ላይ ማለት ነው እና

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ ጠየቅ እንግዲህ ቀጣዩ ጥያቄያችን የሚሆነው። ራስ የሚል ነው እንግዲህ ራስ ማለት ያው ጭንቅላታችን ይመስለኛል ወይም ደግሞ እኛ ራሳችን እንደማለት ነው ማለት ነው። እንግዲህ ራስን ስንመለከት ትልቁ የእኛ ይሄን ልክ እንደ መኪና ነዳጅ ተሰጥቷት እንደምትንቀሳቀሰው ሁሉ እኛም አይምሮአችን ነው ማለት ነው ራሳችን ማለት እንግዲህ ራስ ስንመለከት። እኛን ወደ እያንዳንዱ መስመር የሚመራን ወይም ደግሞ በጥሩ መንገድ የሚያቃናን ሂደት ነው ማለት ነው። እንግዲህ ራስን ስንመለከት እንግዲህ ራሳችንን የምንጠቀምበት ሂደት በጣም እኛ በደንብ ማሰላሰልና መረዳት ይኖርብናል ማለት ነው። ያጠቃቀም ሂደታችንን ምክንያቱም ራሳችንን ስናይ እንግዲህ በብዙ መንገድ ጥሩ የሆነ ሂደትንም ጥሩ የሆነ ሀሳቤንም በሚገባ የምጠቀምበት ሂደት ስላለኝ እያንዳንዱን ነገር። በራሳችን ሂደት ላይ በጣም በብዙ መንገድ ራሳችንን የማሳካት ሂደት በጣም ትልቅ የሆነ እንቅስቃሴ ማድረግ ሂደታችንን በጣም በከፍተኛ ሁኔታ ማየት እና መመልከት ይኖርብናል ማለት ነው። እና በዋናነት እያንዳንዱን ነገር ስንመለከት እንግዲህ ለእኛ ለራሳችን ጥሩ የሆነ ጥቅም የምናገኝበት ሂደት ይኖራል ማለት ነው። እና እያንዳንዱን ነገር እንግዲህ ስንመለከት አይምሮአችን በደንብ ወዴትና ከየት ለምን እንደሚያስብ ራሱ እኛ ራሳችን ቀስ ብለን መጠየቅ ራሳችንን ይኖርብናል ማለት ነው። ምክንያቱም ይሄን ያልኩበት ምክንያት ብዙ ነገሮችን ለመረዳት አይምሮአችን እንዴት እንደሚሰራ ራሱ ማወቅ ትልቅ የሆነ ነገር ነው ብዬ ስላሰብኩ ነው ምክንያቱም እኔባየሁበት ሂደት ማለት ነው። አይምሮአችን የተሰጠውን የመቀበል እና አንዳንዴ እውነታዎችን እሱ በራሱ የመያዝ አቅም ስላለው እንግዲህ እኛ እንዴት አይምሮአችንን መጠቀም እንዳለብን ይሄንንም ነገር ግንዛቤ ውስጥ መግባት ይኖርብናል ብዬ ስላሰብኩ ነው ይሄን ያርጉበት ምክንያት። እንግዲህ ያው እያንዳንዱን የአእምሮ አስተሳሰብ ሂደትም በሚገባ ወይም ደግሞ የራሳችንን ሀሳብ በራሳችን እውቀትና በራሳችን ልምድ እንግዲህ በጣም በተሻለ መንገድ ማሰብና ማሰላሰል ስለምንችል ብዙ ነገሮችን ወደ አቅጣጫችን እ የምንቀይርበትም ሊሆን ይችላል አቅጣጫችንን ባለንበት የምንቀጥልበትም ሊሆን ይችላል። እና እያንዳንዱ ነገር በብዙ መንገድ ልናሳካ የምፈልገውን ነገር መንቀሳቀስ የምንችልበትን ሂደት በደንብ ማሟላትና ማየት የምንችልበት ሂደት ስላለ ይሄንን ተገቢውን አካሄድ የምናደርግበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ጥሩ የሆነ እንቅስቃሴንም እናደርጋለን ማለት ነው ለእያንዳንዱ ነገር ማለት ነው። እና ከዚህ አንፃር እንግዲህ በጣም በልዩ ሁኔታ እንግዲህ የእያንዳንዱን የሙያ ሂደትም ስንመለከት እንግዲህ በዋናነት እኛ ልናደርግ የፈለግነውን የተግባር ሂደት ወይም ደግሞ እኛ ልናደርግ የፈለግነውን ነገር በጣም በልዩ ሁኔታ አሪፍ አድርገን ማንቀሳቀስ ወይም ደግሞ ማየት እና መረዳት የምንችልበትን መንገድ በደንብ ማመቻቸት ይኖርብናል ማለት ነው። እና እንግዲህ ራስ የሚለው ሂደት ያው ራሳችን የምናይነት ሀሳቦችን እያሰብን ነው ወይም ደግሞ አይምሮአችን ምን አይነት ድንቅ ጥበብ እንዳለውም በደንብ ተረድተን አእምሮአችንን በደንብ መጠቀም ይኖርብናል ማለት ነው። ይሄ ደግሞ በጣም ትልቁ የሆነ ለኛ ጠቃሚውና ወሳኙ ነገር ነው ብዬ አስባለሁ። እና እንደ አጠቃላይ ይሄ ልዩ የሆነ የአጠቃቀም ሂደታችንን አእምሮአችንን በሚገባ ተጠቀም ስንጠቀምበት ብዙ ነገሮችን የምንለውጥበት ሂደት ይኖራል ማለት ነው ለእያንዳንዱ ነገር ዋስትና የምንሆንበት ሂደት ይኖራል ማለት ነው። ምክንያቱም ብዙ ነገሮችን ስንረዳና ስናውቅ ለእያንዳንዱ ነገር እንግዲህ መንስኤና ሀላፊነት የተሞላበት ሂደት ለማድረግ ያን ያህል ጥሩ የሆነ ሀሳብ ለማሰብም ሆነ ብዙ ነገሮችን ለመለወጥ የእያንዳንዱን ነገር በተግባር ለማየት እና ለመስራት እንዲሁም ጥሩ የሆነ እሳቤን ለመፍጠር እንግዲህ ለእያንዳንዱ ነገር የተሻለ ውጤት እና የተሻለ ልምድን እንግዲህ በጣም ለእኛ ትልቅ የሆነ ጥቅም የምናገኝበትና የምንረዳበት ሂደት ይኖራል ማለት ነው። እና አንደ አጠቃላይ ይህንን እንግዲህ ታሳቢ አድርገን በሚገባ ማንቀሳቀስና ማየት መመራት አለብን ማለት ነው። በእነዚህ አይነት ሂደቶች እና እንደ አጠቃላይ ይሄንን ከግንዛቤ ውስጥ ከተን እምሯችን በምን አይነት ሀይል እንደሚሰራ ወይም ደግሞ በምን አይነት እግስቃሴዎች ውስጥ እንደሚጓዝ ይሄንንም ታሳቢ ማድረግ በራሳችን ግድ ይለናል ማለት ነውና እንደ አጠቃላይ ጥሩ የሆነ እንቅስቃሴን የምናደርግበት ሂደትን እንግዲህ በደንብ ማወቅና መረዳት ይኖርብናል ማለት ነው። እንግዲህ ያው ስለራሳችን በደንብ ማወቅ ይኖርብናል ማለት ነው። እና

እሺ እባክህ የሚል ጥያቄ ነው እንግዲህ ይሄ ጥያቄው እንግዲህ ወደዚህ ጥያቄ እንግዲህ ስንገባ ያው ብዙ ጥያቄዎች እየተጠየኩ ነው አሪፍ ጥያቄ ናቸው ማለት ነው። እንግዲህ እባክህ የሚለው ጥያቄ እንግዲህ ያው በእያንዳንዱ የስራ መስክ ላይ ከሰዎች ጋር በሚገባ አብረን የምንሰራበት ሂደት አለ ማለት ነው እና በሚገባ አብረን ስንሰራ እንግዲህ የተለያዩ ነገሮች የሚያጋጥሙን ሂደት አለ ማለት ነው። ያ የሚያጋጥመን ሂደት እንግዲህ በተለያየ መስክ ላይ እንግዲህ ብዙ ነገሮችን የመቀየር እና ብዙ ነገሮችን የማየት እና የመረዳት ሀላፊነት ስለሚኖርብን። በደንቡ የምናይበት ሂደት አለ እንግዲህ እና ከእያንዳንዱ ሰዎይ ጋር ስንሰራ አንዳንድ አስቸጋሪ የሚባሉ ሰዎች ይኖራሉ ማለት ነው እንግዲህ እነኛ ሰዎች በዋናነት ያው አስቸጋሪ በሚሆንበት ጊዜ እባክህ አንተ ሰው ተው እንደዚህ አታድርግ ይሄ ይሄን ነገር ይሄ የተሳሳተ ነገር ነው የምንላቸው ሂደት አለ ማለት ነው። እንግዲህ ያው እንደ ትህትናም ነው እባክህ የምንለው እንደ ትህትናም እንደ ማስጠንቀቂያም የሚሆንበት ሂደት አለ ማለት ነው በያንዳንዱ ሂደት ላይ እንግዲህ ይሄ በጣም ልዩነት ያለው ነገር ነው ማለት ነው። ምክንያቱም ይሄን ያልኩበት ምክንያት እያንዳንዱ የጥያቄ ሂደትም አሪፍ ስለሆነ ይሄም በጣም ጥሩ የሆነ ጥያቄ ነው። እንግዲህ ብዙ ጊዜ ሰዎች ነግረናቸው ነግረናቸው አልሰማ ሲሉ እንግዲህ እባክህ አንተ ሰው ተው እንደዚህ አታድርግ የምንልበት ሂደት ይኖራል ማለት ነው እንዲሁም ደግሞ። የተሻለ ነገር እንዲፈጥሩ ሰዎች ስትፈልግ እረ ባካህ አንተ ሰው ይሄን ትተህ ይሄንን ብታደርግ በጣም የተሻለ ውጤት ታገኛለህ የምንልበትም ሂደት ይኖራል ማለት ነው። እንግዲህ ከዚህ ከዚህ አንፃር እንግዲህ የጥያቄዎቹን ሂደትም ደግሞ የመጠየቁን ሂደት እንግዲህ በጣም የምንቀይርበት ሂደት ይኖራል ማለት ነው። እያንዳንዱን ነገር ስንጠይቅ ማለት ነው ስለዚህ እባክህ የሚለውን ነገር አንድም እንደ ትህትና አድርገን ሁለተኛም ደግሞ ከትህትና ጋር ተያይዞ የማስጠንቀቂያ ሂደትም እንዳለው በደንብ ልንረዳ እና ልናውቅ የሚገባን ነው ማለት ነው። ስለዚህ እያንዳንዱን ነገር ስንጠቀም ወይም ደግሞ ስንውቀው ወይም ስንረዳው በብዙ መንገድ የተሻለ ለውጥ እንድናገኝ እውቀት እንድናገኝ የምናደርግበት ይኖራል ማለት ለራሳችን እና ለራሳችን እንግዲህ እንቅስቃሴ ስናደርግ ወይም ደግሞ በራሳችን እያንዳንዱን ነገር ለመቀየር እና ብዙ ነገሮችን ለውጥ ለማምጣት ስናስብ በሚገባ ብዙ ነገሮችን ተክተን ብዙ ነገሮችን የተሻለ አርግተን እንግዲህ በጣም በከፍተኛ ሁኔታ እንግዲህ የተሻለ ለውጥ እና የተሻለ ሙያዊ ሂደቶችን በደንብ የምናይበት እና የምንሰማበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር በተገቢው መንገድ መተግበር ለእኛ በጣም ትልቅ ትልቅ የሆነ ነገር ነው ብዬ አስባለሁ እና አንድ አጠቃላይ ይሄን ይመስላል እንግዲህ እያንዳንዱ የጥያቄ ሂደቶችን በጣም ጥሩ የሆኑ የሄዱበት ሂደት አለ እና እያንዳንዱን እንግዲህ ይሄ ጥያቄም በጣም በጥሩ መንገድ እየተረዳን እና እያየን ያለንበት ሂደት አለ ማለት ነው። እና እና እንግዲህ አሪፍ ሂደቶች አሉት ማለት ነው እንግዲህ ጥያቄዎቹ በነገራችን ላይ በጣም ደስ ይላሉ ማለት ነው። እና እንግዲህ ያው እያንዳንዱን ነገር ለሰዎች አስረድተን አንዳንዴ በጣም ጊዜያችንን ጨርሰን እና አቅማችንን በጣም ጉልበታችንን የጨርስንባቸው ያንን ስህተት በድጋሚ የሚሰሩበት ሂደት አለ ማለት ነው። ከዛ በጊዜ ሂደት አሁንም ያንን ያስተካክላሉ ብለን ላስተምራቸው አሁንም የሚሳሳቱበት ሂደት አለ ያንን ስህቱት ማለት ነው እንግዲህ እዚህ ጊዜ ላይ መጀመሪያ የመለመን አይለት ነው ባክህ አንተ ሰው ይሄን ነገር ያልኩህን በስነ ስርዓት አድርግ የምንልበት ሂደት አለ ማለት ነው። ከዛ ከጊዜ በኋላ ደግሞ እንደማስጠንቀቂያም ይሆናል ያ ያው ከስራው ማፈናቀልም ሆነ የተሻለውን ሀሳብ ራሳችን የምንወስንበት ሂደት ይኖራል ማለት ነው። እና እንግዲህ ያው እባክህ እያንዳንዱን ነገር በተገቢው ሰዓት እና በተገቢው ጊዜ ቶሎ መስራት አለብህ እንዲሁም ደግሞ በሰአቱ ግብ አንተ ሰው ባክተው እረፍ የምንልበት ሂደት ይኖራል ማለት ነው። እና ትትናን የተላበሰ ማስጠንቀቂያ ይሄ ነው ማለት ነው እና እንደ አጠቃላይ ይሄንን በተገቢው መንገድ ከተጠቀምን ወይም ደግሞ በጥሩ መንገድ ካደረግነው እያንዳንዱ ነገር ጥሩ የሚባል የጊዜ ሂደት እና የጊዜ አወቃቀር ሂደትን በደንብ የምናይበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ይሄን የተለያዩ የማስጠንቀቂያ ጥያቄ ሂደቶችም ይኖራሉ እንዲሁም ደግሞ በሚገባ ትህትና የተሞላውም ሂደት የምንናገርበት ሂደት ይኖረዋል ስለዚህ እያንዳንዱ ነገር በጣም በጥሩ ሁኔታ እና በጥሩ ሂደት ላይ የሚንቀሳቀስበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ የ የመነጋገሪያ ሂደቶችንም ደግሞ የምንነጋገረውን ሂደት በጣም በተሻለ መንገድ ረጋ ብለን ብዙ ነገሮችን ስናስብና ስንናገር የተሻለ ለውጥ ይመጣል ብዬ አስባለሁ። እና ከዚህ አንፃር እንግዲህ በሚገባ የእያንዳንዱን የጥያቄ ሂደቶችንም ሆነ የመልስ ሂደቶችን በሚገባ ማስተካከል እና መመርመር ይኖርብናል ማለት ነው። እና እንደ አጠቃላይ ይሄን

እሺ እሽ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ገብተናል ማለት ነው እንግዲህ ያው ቀጣዩ ጥያቄያችንን ስንመለከት። ደረሰኝ የሚል ነው እንግዲህ ያው በሚገባ እንግዲህ ደረሰኝ ማለት ያው ያንድ የአንድን የምንፈልገውን ነገር ወስደን ወይም ደግሞ ያንድ የምንፈልገው ነገር ሰጥተን የምንቀበልበት ደረሰኝ ነው ማለት ነው። ለምሳሌ ያክል ስናይ ብዙ ነገሮችን መመልከት እንችላለን እና ለምሳሌ ባንክ ሄደን ብራችንን ለማስገባት ስንፈልግ ብራችንን ካስገባን በኋላ ደረሰኝ የምንቀበልበት ሂደት አለ ማለት ነው። ስለዚህ ደረሰኝ ማለት አንድ የምንሰጠውን ነገር ወይም ደግሞ ልናደርግ የፈለግነውን ነገር በሚገባ ካደረግን በኋላ በምላሹ ያንን ነገር ማድረጋችንን የሚገልጽ ማስረጃ ማለት ነው። ደረሰኝ ማለት እንግዲህ እና እንግዲህ በሚገባ ደረሰኝን ስንመለከት እያንዳንዱን የደረሰኝ የአቀባበልም ሆነ የእያንዳንዱን የመስራት ሂደት በጣም ትልቅ የሆነ እሳቤና እያንዳንዱን ሂደት በጣም በጥሩ መንገድ የመስራት ሂደት ነው ማለት ነው። እንግዲህ ደረሰኝን ስናይ ይሄን ደግሞ እያንዳንዱን የምንሰራውን ስራ ከሰራን በኋላ የምንቀበለው በተዘዋዋሪ የምንቀበለው ማለት ነው ለዛ ነገር ላደረግነው ነገር የምንቀበለው ውጤት ማለት ነው። እንግዲህ ደረሰኝን በዚህ መንገድ መመልከት እንችላለን ማለት ነው እንግዲህ ያው የተለያዩ የደረሰኝ ሂደቶችን የምንቀበልበት ሂደት አለ ማለት ነው። ለምሳሌ እየተለያዩ ከሱቆች የምፈልጋቸውን እቃዎች እንግዲህ ስንገዛ ደረሰኝ በሚገባ የምንቀበልበት ሂደት አለ ማለት ነው ያንን እቃ ስለመግዛታችን ትክክለኛ መረጃውን የሚገልጽ ማለት ነው ከነዋጋው ጭምር ማለት ነው። እና ይሄ ነው እንግዲህ ደረሰኝ ወይም ደግሞ ደረሰኝ የምንጠቅምበት ሂደት ማለት ነው እንደ አጠቃላይ ጥሩ የሆነ የአጠቃቀም ሂደትም ነው ማለት ነው እያንዳንዱን ነገር ለመተግበርም ሆነ ጥሩ ነገር ለመስራት ያው ደረሰኝ ያስፈልገዋል ማለት ነው። ማንኛውም ነገር ለመያዝ ማለት ነው እና ብዙ ጊዜ የሚደረጉ የተለያዩ ማስያዣ ነገሮች ይኖራሉ ማለት ነው እና ያንን ያንን የምንይዝበት ሂደት እንግዲህ ያው የደረሰኝ ሂደት እንለዋለን ማለት ነው። እና እንግዲህ በዋናነት ያው የደረሰኝን ጥቃቅን ሂደትን በደንብ መመልከት ግዴታ ይኖርብናል ብዬ አስባለሁ ምክንያቱም ብዙ ነገሮችን ተግባራዊ ለማድረግ በተሻለ ነገር ለማድረግ በሚገባ የምንሰራውን ስራ እውነተኛ አድርጊቶ ለመቀጠል ወይም ደግሞ በእኛ ልክ በአሪፍ አርግተን ለመቀበል እና ለመስራት ጥሩ የሆነ ደረሰኝን መጠቀም ይኖርብናል ማለት ነው። እና ከዚህ ጋር ተያይዞ ትልቅ የሆነ የደረሰኝ አቀባበል ሂደት እንግዲህ በጣም በዋናነት መኖር አለበት ማለት ነው ማንኛውም ነገር ስንገዛ ምክንያቱም ለምሳሌ ወርቅን እንኳን ስናይ እንግዲህ ወርቅ ስንገዛ ያው በሚገባ አፋፍቱሩን የምንይዝበት ትልቅ የሆነ ደረሰኝ ይኖራል ማለት ነው ያ ወርቅ የሆነ ችግር ኖሮበት ቢሆን በሚገባ ያንን ይዘን ሄደን እንትን ማለት እንችላለን ማለት ነው። እንዲሁ ደግሞ በጊዜ ሂደት ቆይቶ ያንን ወርቅ በተሻለ መንገድ ለማስተካከል ከፈለግንም እዛ ያንን የወርቅ ፋፍቱር ወይም ደግሞ ያንን ደረሰኝ ይዘን ሄደን እዛ ቦታ ላይ ማስተካከል የምንችልበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ እንግዲህ ደረሰኝን በዚህ መልኩ በሚገባ መጠቀም እንችላለን ማለት ነው። በዋናነት እንግዲህ የእያንዳንዱን ደረሰኝ አጠቃቀም ሂደት በሚገባ ተመልክተን በጥሩ ሁኔታ እንግዲህ መተግበር እና መስራት ይኖርብናል ማለት ነው ጠቅለል አርግተን ስናየው እና እንደ አጠቃላይ ጥሩ በሚባል መልኩ እንግዲህ የደረሰኝ አጠቃቀም ሁኔታችንን በሚገባ እኛ በሚገባ በሚገባን ልክ ደግሞ እኛ በተረዳነው ልክ በጥሩ መንገድ መያዙን ደግሞ በተሻለ መንገድ መረዳት የምንችልበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ የደረሰኝ አያያዝ ደግሞ የደረሰኝን ሂደት በደንብ መመልከትና መረዳት ይኖርብናል ማለት ነው እና ማንኛውንም ነገር ስንገዛም ሆነ ስንቀበል ደረሰኝ ብንይዝ በጣም ተመራጭነት አለው ማለት ነው ምክንያቱም ብዙ ነገሮችን ለመቀየር እንግዲህ ደረሰኝ ወሳኝና ወሳኝ ነገር ነው ማለት ነው። እና እንደ አጠቃላይ ይሄንን እንግዲህ በተግባር መኖር አለበት ወይም ደግሞ በተግባር ማከናወን ይኖርብናል ማለት ነው። እንደ አጠቃላይ እና ጥሩ የሆነ ደረሰኝ አያይዝ ይገባናል ጥሩ በሆነ መንገድ የመያዝ ሂደት መኖር አለበት ማለት ነው። ጠቅለል አርግተን ስናየው እና እንደ አጠቃላይ እንግዲህ በጥሩ መንገድ ደረሰኝ መያዝ እና በእጃችን ውስጥ የምንፈልገውን እቃ እንደገዛን ሁሉ እንደዛውም ደረሰኝን በሚገባ መያዝ ይኖርብናል ማለት ነው። እና እንደ አጠቃላይ ደረሰኝን በትንሽ ጥሩ በጥሩ መንገድ ከተጠቀምነው አሪፍ የሚሆንበት ሂደት አለ ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ቀጣዩን ጥያቄ ስንመለከት ግራጫ የሚል ነው እንግዲህ ግራጫ ማለት ያው የብዙም ጊዜ ግራጫ የሚባለው የተለያዩ አይነት ፈረሶች አሉ ማለት ነው ግራጫ ፈረስ ይባላል እና ግራጫ እንግዲህ ያው የከለር ሂደቱ ግራጫ የሆነ ወይም ደግሞ ደብዘዝ ብሎ ትንሽ ከለሩ ወጣ ያለ ማለት ነው እንግዲህ ግራጫ ማለት ያው እንግዲህ ግራጫ የሚለውን ሂደት በደንብ ስናብራራው በጣም ጥሩ የሆነ መልከ መልካም የሆነ ከለሩ ትንሽ ለወጥ ያለ ማለት ነው እንግዲህ ያው ብዙ ጊዜ እንደውም ፈረሶችን ነው ግራጫ ፈረስ የሚባሉት ማለት ነው እንግዲህ ላያቸው ላይ ከለራቸው ወደዛ ጠጋ ያለ ማለት ነው እና እንግዲህ ብዙ ጊዜ ያው የተለያዩ የከለር ሂደቶች እና እያንዳንዱ በሚገባ የምናያቸው ብዙ ነገሮች አሉ ማለት ነው እንግዲህ ከለራቸው ለየት የሚል እንስሳ ይኖራሉ እንዲሁም ደግሞ የቤተሰብ እንስሳ ይኖራሉ እንዲሁም የዱር እንስሳ ይኖራሉ ማለት ነው በጣም ከለራቸው ወጣ የሚልበት ሂደት አንዳንድ እንስሳዎች አሉ ደግሞ ከለራቸው በጣም ብዙ አይነት ድብልቅ የሆኑ ከብቶች ማለት ነው ወይም ደግሞ የዱር አራዊቶች ይኖራሉ ማለት ነው እንግዲህ ይሄ አንዱ የተፈጥሮ ሂደት ነው ማለት ነው እንግዲህ የተፈጥሮ በጣም በብዙ ጥበቦች የተሞላች ስለሆነች በብዙ ነገሮች የሚለዋወጡባት ወይም ደግሞ ብዙ ነገሮች ሂደት የሚያሳዩባት ነኝ ማለት ነው እንግዲህ ያው የተፈጥሮ ሂደት ማለት ነው እንግዲህ እንደ አጠቃላይ ጥሩ የሆነ የመልክ ወይም ደግሞ የከለር ሂደታቸው በጣም ለየት ለየት ያሉ ለምሳሌ ከፈረሶች እንኳን ብናይ ብዙ አይነት ፈረሶች አሉ በጣም ወተት የመሰሉ ነጭ ፈረሶች አሉ እንዲሁም ደግሞ ጥቁር የሆኑ ፈረሶች አሉ እንዲሁም ደግሞ በጣም ለየት ያለ የጥሩ የሆነ የፈረስ አይነት አለ ማለት ነው እና እያንዳንዱን የፈረስ ሂደትም ስንመለከት በጣም ልዩ የሆነ የ ስራና የጥልቅ የሆነ ሙያ ያላቸው ትላልቅ የፈረስ አይነቶችም እንዲሁ አሉ ማለት ነው እና እያንዳንዱ የፈረስ እና የእያንዳንዱ የሙያ ሂደቱ በጣም ግሉሽ የሆነ የሚሆንበት ሂደት አለ እና ይሄ ደግሞ በጣም ትልቅ የሆነ የ ከለር አይነታቸው በጣም ለየት ያሉ የምሆንበት ሂደት አለና እንግዲህ ያው በጣም እንግዲህ ግራጫ የምንለው ግራጫ ፈረስ የምንለው እንግዲህ በጣም በጣም የሚያምር ነው ማለት ነው በአንድ ፊት ነጭ ያለበት በአንድ ፊት የጥቁር ምልክት እና በጣም ብዙ አይነት ከለር ያለበት ነው እንግዲህ ግራጫ የምንለው ማለት ነው እና በሚገባ እንግዲህ የምናያቸው ሂደቶች በጣም በጣም ልዩ ልዩ የሆኑ የቤት እንስሳና የዱር እንስሳም በደንብ የምናይበት ሂደቶች አሉ ማለት ነው እና እንግዲህ በነገራችን ላይ ከለር ሲመጣ ወይም ደግሞ መልካቸው የሚለዋወጥበት ሂደት በጣም ግሩም የሆነ ተፈጥሮን እንዳለ የሚያንፀባርቅበት ሂደት ነው ማለት ነው ስንመለከት እያንዳንዱን የከለር አይነት ማለት ነው ስለዚህ እያንዳንዱ የሙሉ የሆነ የከለር ሂደት የተላበሱ ህዝቦች እንግዲህ በጣም ብዙ አሉ ማለት ነው በሀገራችን በጣም በሰፊው ማለት ነው እንደውም ብዙ ጊዜ ስንመለከት በጣም የሚገርሙ የዱር አራዊቶች አሉ ለምሳሌ ያክል እንግዲህ ጎሽን እንኳን ለምሳሌ ያክል አጋዘንን እንኳን ብናይ በጣም በጣም አጋዘን በጣም ልዩ ከሆነ ከለር ያለው ነው ማለት ነው አልፎ አልፎ እንዲሁ ነጭ ላያቸው ላይ ነጭ ብቻ ወገባቸው ነጭ ብቻ የቆረጣቸው ከለሪ ያለባቸው በጣም የሚገራርሙ የ የአጋዛን አይነቶች አሉና እንግዲህ በሀገራችን በጣም ልዩ ልዩ የሆኑ የከለር ያላቸው ወይም ደግሞ መልክ ያላቸው የዱር እንስሳትም ሆነ የቤት እንስሳት አሉ ማለት ነው እና በጣም ብዙ የምናያቸው በጣም የተለያዩ የከለር ሂደቶችን ወይም ደግሞ የከለር አይነቶችን የተላበሱ ናቸው ማለት ነው እና ጥሩ የሆነ የከለር ሂደት ሲኖረው በጣም በጣም በጣም የተሻለና ጥሩ በሚባል መንገድ እንግዲህ የምናይበት ሂደት አለ ማለት ነው እና በእያንዳንዱ የስራ ሂደት ውስጥ ወይም ደግሞ በእያንዳንዱ የሙያ ሂደት ውስጥ እንግዲህ ብዙ ነገሮች የሚገጥሙንና ብዙ ነገሮች የምናያቸው ሂደቶች አሉ ማለት ነው ስለዚህ ለእያንዳንዱ ነገር ደግሞ በሚገባ ከለራቸውን በደንብ መመርመር እና ማየት ለእኛ ትልቅ የሆነ ተጽዕኖ የሚሆንበት ሂደት አለ ማለት ነው ወይም ደግሞ ጥሩ የሆነ ተፈጥሮን እንዳለ የምናይበትም ሂደት አለ ማለት ነው እና እንደ አጠቃላይ ይሄን ይመስላል በልዩ ልዩ ሁኔታ ማለት ነው እና ብዙ ጊዜ ለእያንዳንዱ ነገር ሂደታችን በጣም ጥንቃቄ ባለው መንገድ ሲሄድ በጣም ጥሩ በሆነ መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው፤ እና ለእያንዳንዱ ነገር እንግዲህ ትልቅ የሆነ እሳቤና ሂደት በጣም ወሳኝ የሆነ እናያለን ማለት ነው።

እሺ በጣም ጥሩ እንግዲህ ቀጣዩን ጥያቄ በደንብ እናያለን ማለት ነው። እንግዲህ ብዙ ጥያቄዎች እየተነሱ ነው በጣም ደስ የሚል ጥያቄ አለ ማለት ነው እና ጥሩ የሆነ ጊዜን እያሳለፍን እንገኛለን ማለት ነው። እንግዲህ ወደ ጥያቄው ስገባ ሪፖርት የሚል ነው እንግዲህ ሪፖርቱን እንግዲህ ስናይ። ብዙ ነገሮች ተሰርተው ብዙ ሂደቶችን በተገቢው መንገድ ከተሰሩ በኋላ ለሚያስፈልገው ማህበረሰብ ሊሆን ይችላል ለሚያስፈልገው አካል በሚገባ ሪፖርት የሚቀርብበት ሂደት አለ ወይም ደግሞ የመረጃ ቅንብር የሚቀርብበት ሂደት አለ ማለት ነው። ያ ስራ ምን ያህል እንደተሰራ ምን ያህል ሂደት እንደ እርብጃ እንደተሄደ እያንዳንዱን ነገር በተገቢው መንገድ ለሚያስፈልገው አካል በደንብ የሚነገርበት ሂደት አለ ማለት ነው። እንግዲህ ሪፖርት የምንለው ይሄንን ያስመልክተናል ማለት ነው። እና እያንዳንዱን የሰራነውንም ሊሆን ይችላል እንግዲህ ሰዎችም የሰሩትን ሊሆን ይችላል እኛም የሰራነው ሊሆን ይችላል እና በዋናነት በጣም ጥሩ በሆነ መንገድ ሪፖርት የምናደስበት ወይም ደግሞ የመረጃ የተሰባሰበና እና የተጠናከረ መረጃ በሚገባ ለሚመለከተው አካል የምናስተላልፍበት ሂደት ነው ማለት ነው። እንግዲህ ሪፖርት የምንለው እንግዲህ ያው ለምሳሌ ያክል እንግዲህ አንድ ሪፖርትን እንኳን ብናይ ለምሳሌ ወደ ገጠራማ ቦታ እንሂድና የገጠራማ ቦታዎችን ለምሳሌ በጣም በጥሩ የሆነ ደን ለመሸፈን በአመት ውስጥ ታቅዶ በሚገባ የታቀደው እቅድ ወይንም ደግሞ በጣም በተሻለ መንገድ እንግዲህ የሚሰራው የ ልማት ሂደት እንግዲህ በጣም ጥቅጥቅ ደን በሆነበት በኩል በሚገባ ወይም ደግሞ እንደዛ አይነት ሌላ ጋር በታየበት አይነት እኛ በምንፈልገው ቦታ ላይ ወይም ደግሞ የታሰበበት ቦታ ላይ እንዲሰራ ወይም ደግሞ ጥሩ በሆነ መንገድ እንዲታይ ወይም ደግሞ እንዲተገበር የሚታሰብበትን ሂደት በጣም በልዩ ሁኔታ ማከናወን ይኖርብናል ማለት ነው። እና እያንዳንዱን ሂደት ደግሞ በሚገባ ለመስራት ወይም ደግሞ ጥሩ ለመስራት እያንዳንዱን ነገር በተሻለ መንገድ እንግዲህ የሚሰራበት ሂደት አለ። እንግዲህ ወደ ምሳሌው ስንገባ ጥሩ የሆነ ለምሳሌ ገጠራማ ቦታ ላይ ሄደን ያው በሚገባ ደን እንዲለማ በተፈለገበት ቦታ ጋር ያው በአመቱ ሂደት ወይም ደግሞ በክረምት ጊዜ ላይ በሚገባ እንዲለማ ተፈልጎ እንግዲህ ለዛ አልሚ ለሆነ ሰው ወይም ደግሞ እንዲያለማ አለማላፊነት ለተሰጠው ሰው በሚገባ ሃላፊነቱ ተቀብሎ የሚሰራበት ሂደት አለ ማለት ነው። ከዛ ያ ያለማው ሂደት ወይንም ደግሞ ያየለማ የአትክልት አይነት ወይንም ደግሞ ያለማው የእያንዳንዱ የስራ ሂደት ወይም ደግሞ የእያንዳንዱ የዛ የቦታውን የማስተካከልም ሆነ የእያንዳንዱን የ ትልቅ የሆነ የሙያ ሂደቱንም ሆነ የእያንዳንዱን የቦታውን የተራራውን የመቆፈር ሂደት ሊሆን ይችላል ዙሪያውን እንደርከን እየሰሩ በጣም በሚገባ እጸዋቶችን የመትከል ሂደት ይኖራል ማለት ነው። እንግዲህ ከዛ ጋር ተያይዞ ጸዋቶች ከተተከሉ በኋላ እንግዲህ በአመቱ መጨረሻ በሚገባ ያ ሀላፊነት የሰተሰጠው ሰውዬ ሪፖርት ማድረግ አለበት ወይም ደግሞ የሰሩትን ምን ያህል ችግኞች ተተክለዋል ምን ያህል ማህበረሰብ ወጥቶ ተክሏል ምን ያህል የመሬት የመሬቱ ምን ያህል ችግኞችን ተሸፍኗል ማለት ነው። መሬቱ በምን ያህል ችግኞች ተሸፍኗል የሚለውን እነዚህ እነዚህ ነገሮች እያንዳንዱን ነገር በመረጃ እና በማስረጃ በካሜራም ሆነ በተለያዩ በጽሁፎችም ሊሆን ይችላል በሚገባ ይይዝና መረጃውን በሚገባ ይዞ ይሄድና ለሚመለከተው አካል ወይም ደግሞ ለዛ ለላከው አካል ይኸው መረጃውን አስደግፎ በዚህን ያህል የዚህን ያህል ችግኞች ተተክለዋል በዚህ ጊዜ ይሄን ያህለ እንትን ብያለሁ ብሎ እያንዳንዱን ነገር መረጃውን የሚሰጥበት ሂደት ይኖራል ማለት ነው። እና ይሄ ነው እንግዲህ ሪፖርት የምንለው ማለት ነው። እንዲሁም ደግሞ በተለያየ መስሪያ ቤቶችም ስናይ የተለያዩ ለምሳሌ የአንድ ባንክ ውችን እንኳን የአንድ ባንክን እንኳን ስንመለከት የሚያደርገው የተለያየ የመስራት ሂደት አለ ማለት ነው በሚገባ የሰራ በአመቱ መጨረሻ ላይ ሪፖርት የሚያደርግበት ሂደት አለ ማለት ነው። ይሄ ባንክ የዚህን ያሀል በዘንድሮ አመት የዚህን ነ ያሀል ገንዘብ አትርፏል የሚል መረጃ የሚሰጥበት ሂደት አለ ማለት ነው። እንደዚህ ስለዚህ እያንዳንዱ ነገር በጣም በጣም አመቱ መጨረሻ ላይ ብዙ የሆነ የተለያዩ ድርጅቶች አይነቶችም ሆነ የተለያዩ ስራ ላይ የተሰማሩ ሰዎች ያመቱ መጨረሻ ላይ ምን ያህል እንደተረፉ ምን ያህል እንደከሰሩ ምን ያህል ተግባራዊ አርግተው እንደሰሩ ይህንን ሙሉ በሙሉ በመረጃ አስደግፎ የሚይዙበት ሂደት አለ እና ይሄ እንግዲህ መረጃን አጠናክሮ የመያዝ ሂደት ሪፖርት እንለዋለን ማለት ነው። እና እንደ አጠቃላይ ይሄንን የመስላል የሪፖርት አያያዝ ወይም ደግሞ የመረጃ ማጠናከር ሂደት ማለት ነው እና በሚገባ እንግዲህ መረጃ ማጠናከር ትልቅ የሆነ ጥቅም አለው ማለት ነው። ይሄን ይመስላል እንደ አጠቃላይ ስንመለከት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ቀጣዩን ጥያቄ እንግዲህ ስንመለከት ያው ነጭ የሚል ነው እንግዲህ ደጭ ማለት ያው በተለያየ ነገሮች ላይ ለምሳሌ ወረቀት ሊሆን ይችላል ለምሳሌ ፈረሶች ሊሆን ይችላል ነጫጭ ፈረሶች እንዲሁም ደግሞ የተለያዩ አይነት እንግዲህ ነጭ የሆኑ ነገሮች ነጭ ናቸው የማለት ሂደት ይኖረናል እንላለን ማለት ነው ከለራቸውን ወይም ደግሞ መልካቸውን ስንጠይቅ ማለት ነው እንግዲህ ነጭን ስንመለከት ያው የሰላም ሂደትን ወይም ደግሞ ሰላምን የምትገልጽበት ሂደት አለ ማለት ነጭ ረጋ የማለትን ማለት ነው እና ብዙ ጊዜ ነጭ ነገሮች ለአይን የሚገቡበት ሂደት አለ ማለት ነጭ ሆኖ ከርቀት ራሱ በሚገባ የምናያቸው ሂደት አለና እንግዲህ ነጭ ስነግር በጣም አንዳንዴ የማንፀባረቅ ራሱ አቅሙ ትልቅ ይሆናል ማለት ነው ፀሀይ ሲነካው ማለትም ለምሳሌ ያክል ስንመለከት ወረቀትን ስናይ እንግዲህ ወረቀትም ትልቅ የሆነ ነገር እናይበታለን ማለት ነው እያንዳንዱን ወረቀት አይነት ስንመለከት ብዙ የሆነ ወረቀት አለ ማለት ነው እያንዳንዱን ነገር ደግሞ ስንመለከት ጥሩ የሆነ ነጭ መልክ ወይም ደግሞ ነጭ ከለር ያለው ነገር በጣም ብዙ ጊዜ የሚደምቅበትና በጣም የሚፈካበት ሂደት አለ ማለት ነው በነጭነቱ እንዲሁ ደግሞ ወረቀትንስ ያው ለምሳሌ ፀሀይ ላይ ገለጥ ገለጥ አድርግተን ብናይ አይናችንን በጣም የማደብዘዝና በጣም የማስጨነቅ ሂደት አለው ማለት ነው እንግዲህ ይሄ በሚመጣው በሚገባ የወረቀት አጠቃቀም ሂደታችንን ደግሞ ወረቀቱ ነጭ ስለሆነ በጣም የማንፀባረቅ እና ትልቅ የሆነ አቅም ስላለው ነው ማለት ነው ስለዚህ እያንዳንዱ ነገሮች ለምሳሌ ነጭ ፈነስ ራስ በጣም ስናየው ትንሽ ከለሩ በጣም ሀሪፍ ቢሆንም ከመጠን በላይ የሚደምቅበት ሂደት ስላለ ያ ደግሞ በጣም ለእኛ ለአይናችን ጥሩ የማይሆንበት ሂደት አለ ማለት ነው እና ከዚጋ ተያይዞ ትልቅ የሆነ የነጭ ነገሮችን መመልከትም ሆነ ነጭ ነገሮችን በደንብ ማየት አይናችንም ሆነ ለጤናችን ትንሽ ጉዳት ስለሚሆን ይህንንም ከግንዛቤ መክተት የኛ ሀላፊነት ይሆናል ማለት ነው እና ለእያንዳንዱ ነገር እኛ ስለምንጠየቅ በሚገባ ራሳችንን በእንክብካቤ መያዝ የኛ ድርሻ ይሆናል ማለት ነው። እና እንደ አጠቃላይ የጥሩ የሆነ የሙያ እና የ ስለ ልቦና ሂደት መኖር አለበት ማለት ነው እና ጠቅለል አድርግተን ስንመለከት ለእያንዳንዱ ነገር ትልቅ የሆነ ዋስትና የምንሆንበት ወይም ደግሞ ለእኛ ለትልቁ አላማችን ትልቅ የሆነ ግብ የምናይበት እና የምንቀርጽበት ሂደት አለ ማለት ነው እና እንደ አጠቃላይ የነጭ መልክ ማለት ነው በጣም የሚደምቅበት እና በጣም ትልቅ የሆነ ቀለም የሚደምቅበት ሂደት አለ ማለት ነው እና ከዚህ ጋር ተይዞ እንግዲህ ትልቅ የሆነ የተለያዩ የከለር ለውጦችን የምናይበት ሂደት አለ ለምሳሌ ጥቁርን በዚሁ ጋር አያይዘን ስንመለከተው ጥቁር እንግዲህ በጣም ድፍን ያለ ነው ለምንም አይን አይገባም ማለት ነው የሆነ በቃ ያው ጥቁር እንደ አጠቃላይ አስጠሊ የመሆን ሂደት ሊኖረው ስለሚችል ይሄንንም እንግዲህ በዚህ ጋር እየዘን እናያለን ማለት ነው እንግዲህ ጥቁርና ነጭን ፀሀይ ላይ እንግዲህ ፊት ለፊት ብናወጣቸው በጣም ነጩ ከባድ የሆነ የአይን ህመም ሊያስከትል ይችላል ያ ነጩ ደግሞ ጥቁሩ ደግሞ በሚገባ ምንም አይነት ነገር ሳንተ ሳንል አገላብጠን የማየት ሂደት ይኖረናል ማለት ነው ምክንያቱም ምንም አይነት ከለሩ የሚያመጣብን ችግር አይኖርም ወይም ደግሞ ምን አይነት የከለር ለውጥ አይኖርም ማለት ነው ስለዚህ ይሄን ይመስላል ማለት ነው እንደ አጠቃላይ ስናየው እና በተገቢው መንገድ እንግዲህ ጥሩ ነገሮችን ስንሰራ ወይም ደግሞ ጥሩ ነገሮችን ስንመለከት እያንዳንዱ ነገር እንግዲህ ትልቅ ወሳኝ የሆነ ዎስትና የሚሆነውን ሂደት አለ ማለት ነው እንግዲህ እያንዳንዱን የከለር ሂደትም ስንመለከት በጥሩ መንገድ የምናይቸው ከለሮች አሉ ማለት ነው እና እንግዲህ ያው ነጭ ከለር የሰላም ጥሪ ነው ወይም ደግሞ ሰላም ሂደትን የሚገልጽልን ይሆናል ማለት ነው እና ጥሩ የሆነ ከለር ደም ግባት ያላቸው ነገሮች እንግዲህ ስናይ በተለይ ነጭ ያለባቸው ነገሮች በጣም ከለራቸው እንግዲህ ድምቅ የሚልበት የትአል ለምሳሌ ጉሬዛን ብናይ ይሄ ነጭና ጥቁር ነው ማለት ነው ሰውነቱ በጣም የሚገርም ተፈጥሮ ያለው መሆኑን እናያለን ማለት ነው ምክንያቱም ነጭ ምን ያህል የማንፀባረቅ አቅም እንዳለው እዛ ጋር ማየት እንችላለን ከጥቁሩ የመደመቃቀሙን በጣም ልዩ የሚያደርግበት ሂደት አለ እና ስለዚህ ይሄን በደንብ በተገቢው መንገድ የምናይበት ሂደት አለ ማለት ነው እና በዎናነት ለእያንዳንዱ ነገር ለከለሮቹ ወይም ደግሞ ለእያንዳንዱ የከለር ሂደት እና የከለር አይነት በጣም ከፍተኛ የሆነ ልዩነት ስላለው እንግዲህ ይሄ ነጭ ከለር እንደ አጠቃላይ ይሄንን ይመስላል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ ያው ብዙ ጥያቄዎችን እያየን ብዙ ብዙ ነገሮችን እየተገነዘብን እንገኛለን ማለት ነው። እንግዲህ ወደ ጥያቄውም ስንገባ በጀት የሚል ነው እንግዲህ በጣም ጥሩ እንግዲህ ለማንኛውም የቢዝነስ ሂደትም ሆነ የኑሮ ሂደትም ሆነ ለእያንዳንዱ የመኖር ሂደታችን ሌላው ቀርቶ በመኪና እንኳን ተሳፍረን ለመሄድ ሊሆን ይችላል ለእያንዳንዱ ነገር በጀት የሚያስፈልገን ሂደት አለ ማለት ነው። ምክንያቱም በብዙ መንገድ እንግዲህ ልናወጣ የምንችለው ገንዘብ ይኖራል ስለዚህ ይሄንን ደግሞ በሚገባ ስናወጣ በተሻለ መንገድ እውቀታችንን እና ልምዳችንን በደንብ አዳብረን የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ጥሩ የሆነ የገንዘብ ሂደት ወይም ደግሞ የገንዘብ ፍሰት ሊኖረን ይገባል ማለት ነው። እንግዲህ በጣም በተሻለ መንገድ እንግዲህ ያው በየት የምንለው ሂደት ቢኖረን በጣም ጥሩ የሚባል ነገር ነው። ማለት እንግዲህ በጀት ማለት ስንመረከት ለአንድ ለሚያስፈልገን ነገር ያስቀመጥለት የብር መጠን ማለት ነው። ወይም ደግሞ የገቢ መጠን ይሆናል ማለት ነው። እዚህ ነገር ላይ ይሄንን ያህል ገንዘብ ኢንቨስት አደርጋለሁ ወይም ደግሞ እዚህ ስራ ላይ በደንብ ይሄንን ገንዘብ ስራ ላይ አውለዋለሁ እንደማለት ነው ማለት ነው። እና እንግዲህ ይሄንን በተገቢ መንገድ የምናይበትም ሂደት ይኖራል ማለት ነው። እና ጥሩ በሆነ መንገድ እንግዲህ በጀትን ስናወጣ ለእያንዳንዱ ነገር የተሻለ ልምድና ቅላጼ እንዲኖረን ደግሞ ለያዳአንዱ ነገር ዋነኛው አስፈላጊው እና የመጀመሪያው ነገር ነው ማለት ነው። በጀት እንግዲ ለምሳሌ እንደ ምሳሌ እንኳን ስንወስድ አንድን መካከለኛ ጂፕላስ ቱ እንኳን ፎቅን ለመገንባት ትልቅ የሆነ በጀት የሚያስፈልገን ሂደት አለ ማለት ነው። ወይም ደግሞ በሚገባ በጀት በጅተልነት ነው እንጂ የምንቀሳቀሰው ዛሬና ነገ የምናመጣው ስራ አይደለም እሱን መሬቱን እንኳን ለማስቆፈር አናገኝም ማለት ነው። ያን ያህል ጥሩ የሚባል ገቢ ስለዚህ። በሚገባ መጀመሪያ በጀት የሚለውን ነገር ወይም ደግሞ ገንዘብ መጠኑን በሚገባ ለዛ ለቤት ያሰብነውን በጊዜ ሂደት ያጠራቀምነውንም ሆነ በጣም በጥሩ መንገድ ሰርተን ያገኘነውን ገንዘብ በወሳኝ በሆነ መንገድ እንግዲህ ወደ በጀት ውስጥ ከተነው ይነሃል። በጅቸለታለሁ ለዚህ ፎቅ ለዚህ ህንፃ ብለን የምንልበት ሂደት አለና ከዛም በኋላ ያ ህንፃ በጣም ግዝፈት ውስጥ ማለት ነው። በጥሩ ሁኔታ ፍጥነት የሚያልቅበት ሂደት አለ። ምክንያቱም ያ ገንዘብ ስለተበጀተለት ያ ህንፃ ሙያተኞች የሚሰሩት ሙያተኞች አዎ ብዙ ነገሮችን ሲሰሩ የምቆየት ሂደቱን ራሳቸው ስለሚያውቁ ያው ለምሳሌ የሆነ ጡቦቹን አመቻችተው የተወሰነ ጊዜ እንዲመጥ እያለ እያለ የሚሄደውን ሂደት። በሚገባ እነሱን ስለሚያውቁት ያንን ለእነሱ ስራ ትተን በሚገባ እኛ በጀቱን በጂተን ቁጭ ማለት ማየት ነው ማለት ነው። እና ስለዚህ በጀት ይህንን ትልቅ የሆነ ጥቅም ያመጣልናል ማለት ነው። እና ከዚህ ጋር ተያይዞ እንግዲህ በጀትን ስንመለከተው በጣም በብዙ መንገድ ሊረዳና ሊጠቅመን የሚችልበት ሂደት አለ ማለት ነው። እና በዋናነት ጥሩ የሆነ የበጀት ሂደቱን ደግሞ የገንዘብ ሂደት ሊኖር ይገባል ማለት ነው። ለእያንዳንዱ ነገር ማለት ነው። እና ብዙም ጊዜ ጥሩ የሆነ የእሳቤን ሂደት ወይም ደግሞ የተሻለን የእውቀት ደረጃን የምናሰፋበትና የምንተገብርበት ሂደት ይኖራል ማለት ነው። ስለዚህ ለያንዳአንዱ ነገር ጥሩ የሆነ በጀት ሲኖረን አንደኛ አይምሮአችን አይቃወስም ሁለተኛ ደግሞ ለእያንዳንዱ ነገር ምላሽ አይኖረድም ወይም ደግሞ ስህተት አይኖረድም ማለት ነው። እና ይሄን ይመስላል እንግዲህ ጠቅለል አድርግተን ስንመለከት የበጀትን ሂደት ማለት ነው። ምክንያቱም ለእያንዳንዱ ሁኔታ በጀት ትልቅ ቦታ የሚይዝበት ሂደት አለ ማለት ነው። አይምሮአችን ሰላም እንዲያርፍ ማለት ነው። ምክንያቱም አንድ የበጀቱን በጅተን ከዛ በኋላ አሰራሩን ሂደት መመልከት ይሆናል ማለት ነው። ስለዚህ በጀት እንግዲህ በጣም ለየትኛውም ሀገር ወሳኝ ነገር ነው። ለምሳሌ በሀገርም ደረጃ እንግዲህ ስናይ ከግለሰብ ወጣ ብለን ያው ለሃያ አመቱ መጨረሻ የበጀት መጠን ወይም ደግሞ ለዚህ አመት የተቀመጠው የበጀት መጠን የዚህን ያህል ነው የሚሉበት ሂደት አለና ስለዚህ። በጀት እንግዲህ ምን ያህል ወሳኝ እንደሆነ በሚገባ የምናይበት ሂደት አለና ስለዚህ ለእያንዳንዱ ነገር ጥሩ የሆነ ግንዛቤና እውቀትን የምንይዝበት ሂደት አለ ማለት ነው። እንደ አጠቃላይ የመየት ሲለት እንግዲህ የጠቅለል አድርግተን ስናየው ይሄንን አገላለጽ ይገልጽልናል ማለት ነው። እንግዲህ በጀት ወሳኝና ወሳኝ ነው። ለየትኛውም የቢዝነስ አለምም ሆነ ለየትኛውም ሀገር ማለት ነው። እና በዘፈቀደ ከመሄድ ይልቅ በሚገባ እንደዚህ የሚያስፈልጉትን ነገሮች ተረድቶ አውቆ በጣም በጥሩ መንገድ የሚኬድበት ሂደት ስላለ። እንግዲህ ይሄን ታሳቢው ማድረግ እንግዲህ በጀትስ የሚለውን ሂደት በጣም በሚገባ የመቃረን ነው ወይም ደግሞ በጥሩ መንገድ የማስተዋል እና የማሰብ ሂደቶችን በደንብ መተግበር ይኖርብናል ማለት ነው። እና አንድ አጠቃላይ የበጀት ሂደቱ በጣም ይሄድ ይመስላል ጠቅለል አርግተን ስናየው ማለት ነው። ለእያንዳንዱ ነገር እንግዲህ ስንመለከት ማለት ነው። ይሄ ነው እንዳለ

እሺ በጣም ጥሩ ወደ ቀጣዩ ጥያቄያችን ስንገባ እንግዲህ ቀጣይ ጥያቄያችንን የሚለው ቀጠሮ ይላል እንግዲህ ያው ቀጠሮን እንግዲህ ስንመለከት በጣም በብዙ መንገድ እንግዲህ ሰዎችን የምንቀጥርበት ሂደት አለ ለእያንዳንዱ ሙያ ሂደት ጥበብና ችሎታ በጣም የተማረኩኝ ወይም ደግሞ ጥሩ በሆነ መንገድ ተጽዕኖ ሊያሳድር የሚችሉ ሰዎችን ፈልገን ለተለያየ አላማ አስበናቸው የምንቀጥራቸው ቀጠሮ ይኖራል ማለት ነው። እንግዲህ ቀጠሮ ሲባል ለምሳሌ አብረን የሆነ ስራ ለመስራት ከአንድ ሰው ጋር ስናስብ መቼ ይሄንን ስራ በደምብ አብረን እናብላላ ወይም ደግሞ እንወያይበት የሚለውን በቃ በዚህን ቀን ለምሳሌ አንዱን ቀን ጠቅሰን በዚህ ቀን እናደርገዋለን በቃ የዛን ለት ፕሮግራም እንዳትይዝ እንባባልና ቀጠሮዬ ምንይዝበት ሂደት ማለት ይሄ ነው ማለት ነው። እንግዲህ ቀጠሮ ማለት እንግዲህ ቀጠሮን ስንይዝ በዋናነት በዋናነት ቀደም ብለን ቀጠሮ ስናሳስበው ወይም ደግሞ እኛ በሚገባ ቀጠሮ ለማያዝ ስናስብ ትልቁ ነገር ምንድነው? ቀጠሮ እንዳለ ሆኖ ለእያንዳንዱ የቀጠሮ ሂደት ወይም ደግሞ ለእያንዳንዱ የቀጠሮ ማንነት ና ሂደት ጥሩ የሆነ መድረክ እንዲኖረን በሚገባ ሳንቻኮል ያን ቀን ለዚህ ለቀጠሮ ብቻ እንድንሰጥ ነው ማለት ነው። እንግዲህ ቀጠሮ ቅድምያ የምንይዘው ቀደም ብለን ማለት ነው ለምሳሌ ከአምስት ቀን ከአስር ቀን በፊት ከሶስት ቀን በፊት ሊሆን ይችላል ከወር በፊት ከአመት በፊት ሊሆን ይችላል። ቀጠሮ ስለዚህ ይህንን ሰፋ አድርገን ስንይዝ በጣም ጥሩ በሆነ መንገድ ያንን ቀን ሳንጋፋ የዛ ቀጠሮ ቀን በሚገባ ሙሉ በሙሉ ሰዓቱ ለዛ ስለሚሰጠው ጥሩ የሆነ የስብሰባ ሂደት ጥሩ የሆነ የምክክር ሂደት ጥሩ የሆነ የሀሳብ ማንሸራሸር እንዲሁም ደግሞ ጥሩ የሆነ ፕላን የማውጣት ሂደት ሊኖር ይችላል እንዲሁም ደግሞ ወደ ተግባር የሚገባበትም ሂደት ሊኖር ይችላል እና እንደ አጠቃላይ ይሄ ነው እንግዲህ የጥሩ የሆነ የ የቀጠሮ ሂደት ማለት ነው። እና ለእያንዳንዱ ነገር ትልቅ የሆነ ሀሳብ እና ራዕይ ሊኖረን ይገባል ማለት ነው። በእያንዳንዱ ደሞ ያደረገድ ማለት ነው እና ይሄ ነው ማለት ነው ለእያንዳንዱ ጥንቃቄ ወይንም ደግሞ እውቀት በደንብ ጥሩ ጥሩ የሆነ እሳቤ እንዲኖረን በሚገባ ማለት ነው። ለእያንዳንዱ ነገር ስለዚህ ቅጥሩን ማክበርም ሆነ ቀጠሮን በሚገባ መስራት በጣም የተሻለ ለውጥና ግንዛቤ እንዲኖረን ማየት እንችላለን ማለት ነው። ስለዚህ ለእያንዳንዱ የእውቀት ደረጃ ወይም ደግሞ ለእያንዳንዱ ለእውቀት ሂደት ማለት ነው። በሚገባ ለእያንዳንዱ ነገር ቀጠሮን የመያዝ ወይም ደግሞ ቀጠሮን በሚገባ በተገቢው ሰዓት መጨረስ በጣም ትልቅ የሆነ ነገር ማለት ነው። ስንመለከተው ቀጠሮን ማለት ነው ስለዚህ ለእያንዳንዱ ነገር እንግዲህ ቀጠሮ በጣም በሚገባ መያዝና በጣም ተገቢውን ሂደት ማከናወን ለኛ ትልቅ የሆነ ነገር ነው ማለት ነው። እንግዲህ በአጠቃላይ ቀጠሮ ስንመለከተው በጣም የተሻለ ሀሳብ እና የተሻለ ፍላጎት እንዲኖረን የሚያደርግበት ሂደት አለ ማለት ነው። እንደ አጠቃላይ ቀጠሮ ሂደትንም ስንመለከት ማለት ነው እና እንግዲህ ያው ከዚህም በመቀጠል ብዙ ነገሮችን ስንመለከት ከቀጠሮ ጋር ተያይዞ እንግዲህ የምንቀጥረው ሂደት እንግዲህ በስራው አለም ብዙ ነገሮችን ለመስራት ብዙ ነገሮችን ተግባራዊ ለማድረግ ይሆናል ማለት ነው። ስለዚህ ለእያንዳንዱ ነገር በጣም ትልቅ የሆነ ሀሳብና ራዕይ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ ቀጠሮን በዚህ መንገድ የምንይዝበት ሂደት ስላለ ለእያንዳንዱ ነገር ተጠያቂነቱን በደንብ የምናሰፋበት ሂደት አለ ማለት ነው። ስለዚህ ጥሩ የሆነ የቀጠሮ አያይዝ ሲኖረን በጣም ጥሩ የሆነ ምልከታና እሳቤ ይኖረናል ማለት ነው። ስለዚህ ቀጠሮን ስናከብር በጣም በብዙ መንገድ ማየትና መረዳት ይኖርብናል ማለት ነው። ስለዚህ የእያንዳንዱ ነገር በጣም ጥሩ በሆነ መንገድ ቀጠሮን ማክበር እና ጥሩ በሆነ መንገድ መተግበር ይኖርብናል ማለት ነው። ስለዚህ ቀጠሮ ስንመለከት እያንዳንዱ ነገር ቀጠሮውን ስናይ በጣም በጥሩ መንገድ እንግዲህ ከያዘን ቀጠሮ ወይም ደግሞ በስራ መስክ ላይ በሚገባ ስንመለከት እያንዳንዱን ነገር እንግዲህ የምናይበትና የምናውጡበት ሂደት ይኖራል ማለት ነው። ስለዚህ ብዙ ነገሮችን ብዙ ነገሮችን በሚገባ ለመስራትም ሆነ ከተለያዩ ሰዎች ጋር ልምድ ልምድን ለመለዋወጥም በጣም ጥሩ የሆነ ግንዛቤ ሊኖረን ሊኖረን ይገባል ማለት ነው። እያንዳንዱን ነገር መረዳትና ማወቅ ይኖርብናል ማለት ነው። ስለዚህ

እሺ በጣም ጥሩ፣ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ያው ቀጣዩን ጥያቄ ስንመለከት እንግዲህ ያው ጥያቄው በጣም ብዙ ጥያቄዎች የተነሱ በጣም ደሳስ የሚሉ ጥያቄዎች እየተመለከትኩ ነው ማለት ነው። እንግዲህ አሁንም ጥያቄ በጣም ጥሩ እና በጣም ተስማሚ የሆነ ጥያቄ ነው ማለት ነው። እንግዲህ ግባ የሚል ጥያቄ ነው። እንግዲህ በተለያየ መንገድ ሰዎች የሚያስቡትን በጣም ብዙ ነገሮች አውርደው ወጥተው በጣም በብዙ መንገድ አስበውትና አሰላስለውት የሚሰሩትን እና የተሻለ ብለው የሚያስቡትን አንድና ሁለት የሀሳብ ሂደቶች በጣም በብዙ መንገድ ያስቡበትና በጣም ብዙ ነገሮችን በማሰላሰል ሂደት ውስጥ በጣም በብዙ መንገድ ማለት ነው ጥሩ በሆነም ይሆናል እንዲሁ ደግሞ መጥፎ የሆነ መንገድ ይሆናል ብቻ፣ በብዙ መንገድ ብዙ ነገሮችን አወጥተን አውርደን፣ አወጥተን አውርደን እንግዲህ ወደ ተሻለ መንገድ ሰው ሲመራ ነው ወይም ደግሞ እስቲ በዚህ በኩል ብትሄድ እኔ እንደዚህ፣ እንደዚህ ሆኜ አልፌያለሁ፣ በዚህ መንገድ ብትሄድ የሚል አንድ ጎበዝ ጀግና የሆነ ሰው ስንሰማ እንግዲህ ወደዚህ ቦታ ግባ ይለናል። ስለዚህ እኛ በዛ እሱ በአለም መስመር መግባት ብቻ ነው ማለት ነው። ምክንያቱም እሱ ያለፈበት ሂደት በቅርብ ጊዜ ከሆነ፣ ከእኛ ጋር የሚገናኝ ከሆነ፣ በእኛ ድሜ ጋር ከሆነ፣ በጣም ጥሩ በሆነ መንገድ በተሻለ መንገድ እንደውም እኛ ሰርተነው ብቅ የምንልበት ሂደት አለው ወደተሻለ ለውጥ ማለት ነው። ምክንያቱም ያ ሰው እንግዲህ በጣም እሱ በሚሄድበት ጊዜ ያላወቃቸው ወይ ሰው ያልነገሩ ነገር መንገድ ወይ የተሳሳተ በጣም ኩርኩም እየበዛበት የሄደበት ሂደት አለው። ወይ ደግሞ ኪሳራ እየደረሰበት በጊዜ ሂደት ነው እንግዲህ የሚነሳው ማለት ነው። እኛ ግን እሱ የደረሰበትን በሚገባ ከነገረን እያንዳንዷን ነገር በተገቢው መንገድ እኛ በጥሩ በሆነ መንገድ ልናስተካክላት ወይንም ደግሞ ልናሳካ የምንችልበት ሂደት አለና ስለዚህ በጣም ይሄ ትልቅ የሆነ ለእኛ አለ። እያንዳንዱ ውሳኔያችን በጣም በጣም ትልቅ የሆነ አቅምና ጉልበት የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን በጣም ታሳቢ አርግተን ለእያንዳንዱ ነገር መንቀሳቀስ እና ብዙ ነገሮችን ከግንዛቤ ውስጥ ከትን በጣም መስራት እና መስራት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ የእውቀት ደረጃ በጣም ጥሩ የሆነ መንገድ የምንሰራበት ሂደት አለ ማለት ነው። ስለዚህ ይሄን ግባ የሚለውን ቃል የምንጠቀምበት ሂደት ያው እኛ ወደምንፈልግበት ሂደት ስናስብ ማለት ነው። እኔ እዚህ ቦታ በቃ ልገባ ነው አሁን በሚገባ ወደዚህ ቢዝነስ አለም ገብቼ በጣም ጥሩ የሆነ ልምድና ክህሎት ኖሮኝ ጥሩ ፕሮፊተብል እሆናለሁ የሚለውን እሳቤ ይሄ የምንይዝበት ሂደት አለ ማለት ነው። ስለዚህ ይሄን እሳቤ ይዘን ስንነሳ እንግዲህ ያው ወደምንፈልግበት የስራ መስክ እና የስራ ሁኔታ በጣም ለመግባት ዝግጁ የምንሆንበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ ይሄ ደግሞ ግባ የሚለው ቃል በጣም በብዙ መንገድ የምንተነትነው እና የምናየው ይሆናል ማለት ነው። ስለዚህ በጣም በዋነኝነት እንግዲህ ጥሩ የሆነ የስራ ሂደትን የምናይበት እና የምንቃኝበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ የስራ ሂደት ደግሞ በጣም በተገቢው መንገድ እንግዲህ ጥሩ በሚባል ሁኔታ እንግዲህ ለእያንዳንዱ ስራ መስክ እንግዲህ በጣም ትልቅ የሆነ ግንዛቤ ኖሮን የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ገቢ ምንጭም ልሆን ይችላል እንግዲህ እንዲሆን ደግሞ ብዙ ነገሮችን አስበን፣ ብዙ ነገሮች አቅደን በዋናነት እያንዳንዱ ነገር መስራት አስበን እንግዲህ ወደ ተግባር ስንገባ ወደ መግባቱ ስንገባ እንግዲህ በዋናነት የሚያጋጥሙን ሄደቶች በጥንካሬያችን ለማለፍ የምንታገልበት ሂደት አለማለት ነው። ስለዚህ ግባ የሚለው ቃል ብዙ ነገሮችን አስተውለን ብዙ ነገሮችን አይተን ወደ ተሻለ ነገር መግባት እንዳለብን የሚጠቁመን ነገር ነው ወይም ደግሞ ቃል ነው ማለት ነው። ስለዚህ እያንዳንዱ የምንባለው ነገር የኛን እሳቤና የኛን አመለካከት ስለሚፈልግ በእያንዳንዱ ሁኔታዎች ላይ ጥሩ የሆነ የቃል ምልልስ ሊኖር ይገባ ማለት ነው እና በእያንዳንዱ እውነት ላይ ጥሩ የሆነ የመግባባት እና የመረጃ የመለዋወጥ ሂደትን መምድ የሚገባ ግንዛቤ ውስጥ ቀጥተን በተሻለ መንገድ እንግዲህ መስራትና መገንገም ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን በሚገባ ማየት ይኖርብናል፣ እና ጥሩ በሆነ መንገድ እንግዲህ የምንፈልገው የስራ መስክላኝ መግባት በጣም በዋናነት የተሻለ ለውጥ እና የተሻለ ልምድ የምናገኝበት ሂደት ስላለ ይህንን በተገቢው መንገድ ማየትና መመልከት ይኖርብናል ማለት ነው እና በአጠቃላይ ጥሩ የሆነ የመረዳት እና የማወቅ ጉጉታችን በጣም በሰፊው የሚያደርግበት ሂደት ስለሚኖር ለእያንዳንዱ ነገር እንግዲህ ጥሩ በሚባል ሁኔታ ብዙ ነገሮችን መቀየር እና መተግበር ይኖርብናል ማለት ነው። እና አጠቃላይ ይሄን ይመስላል ስንመለከተው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ያው ብዙ ጥያቄዎች እንግዲህ እያየን እና እየተረዳን ያለንበት ሂደት አለ ማለት ነው፤። እና በዋናነት እንግዲህ ያው ያሁኑም ጥያቄ በጣም ጥሩ እያየነው እንገኛለን ማለት ነው። እንግዲህ ያው ጥያቄው ምንድነው እወድሃለሁ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው እወድሃለሁ የሚለው ጥያቄ እንግዲህ በጣም ጥሩ ሺህ የሆነ ኮምፕሊመንት ነው ማለት ነው። ወይም ደግሞ ጥሩ የሆነ አስተያየት ነው ማለት ነው። እና እንግዲህ ያው እወድሃለሁ የምንለው እንግዲህ በተለያየ መንገድ ሰዎች እንግዲህ በጣም ጥሩ የሚሰሩልንን በጣም ጥሩ የሚያደርጉልንን በጣም ለኛ ብለው መስዋዕት የሚከፍሉትን ሰው ወይ በጣም ስናይ በጣም ደስ ብሎን በጣም ከልቤ ነው የማመሰግነው ከልቤ እወድሃለሁ እጅግ በጣም ደስ ይለኛል የምታደርግልኝ ነገር ውለታህን መላሽ ያርገኝ የምንልበት ሂደት አለና። ስለዚህ ከእያንዳንዱ ሰው ጋር ስንኖር እንግዲህ አንዳንድ አስቸጋሪ ሰዎች ይኖራሉ አንዳንድም በጣም ሙሉ በሙሉ መልከ መልካም መልካም የሆኑ ሰዎች አሉ ማለት ነው፤። እንዲሁም ደግሞ በጣም ቅን አሳቢ የዋህ ሰዎች አሉ ማለት ነው እንዲሁም ደግሞ ጨካኝ የሆኑ አርመኔ የሚባሉ ደረጃ የሚደርሱ ሰዎችም አሉ እንግዲህ እነኚህ ሰዎች እንግዲህ በጣም በጣም በብዙ መንገድ የሚለዋወጡበት ሂደት አለ ማለት ነው። ለእያንዳንዱ መስክ ላይ የሚሰማሩበት ሂደት ማለት ነው እና በዋናነት እንግዲህ ለእያንዳንዱ የሂደት ደግሞ ለእያንዳንዱ የእውቀት ሂደትም ሆነ ለእያንዳንዱ ለአእምሮ ጤንነትም ይሁን በጣም በብዙ መንገድ እንግዲህ አላማቸውን እና ግባቸውን የሚቀይሩበትና የሚያሳኩበት ሂደት አለ ማለት ነው። ስለዚህ በጣም በሚገባ እወድሃለሁ የሚለው በጣም ከሚታሰቡ በላይ ጥሩ ነገር ነው ማለት ነው ለሰዎች የምናደርገው ሂደት ወይም ደግሞ ለምናስብላቸው ነገር በቃላት ደረጃ መግለጽ በጣም ትልቅ የሆነ ትልቅ የሆነ ሀይል አለው ማለት ነው። ስለዚህ ሰዎችን በሚገባ እረዳቸዋለሁ ወይም የእያንዳንዱ ነገር በተግባር በትልቅ በሆነ መንገድ ለእናንተ ስል ጥሩ ህይወት ለመገንባት በጣም ትልቅ የሆነ ስራ እንሰራለን ማለት የምንችልበት ሂደት አለ ማለት ነው፤። ስለዚህ ለእያንዳንዱ ሂደትም ደግሞ ለእያንዳንዱ ጥያቄ በጣም ብዙ ነገሮችን የምንቀይርበት፣ ብዙ ነገሮችን የምናይበት፣ የምንዳስብበት ሂደት አለ ማለት ነው እና በዋናነት እንግዲህ ጥሩ የሆነ የጥያቄ ሂደት መኖር አለበት ማለት ነው። ስለዚህ የእያንዳንዱን ሂደት ወይም ደግሞ እያንዳንዱን ጥያቄ ስንመለከት በጣም ጥሩ የሆነ እኛን ሊያንጽና ሊረዳ የሚችል ነገር የምናይበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ መስክ ላይ ተሰማርተን ስንሰራ ብዙ ሰዎችን የምናከብርበት ሂደት አለ ብዙ ሰዎችን የሚጠሩን ሂደት አለ ማለት ነው። ስለዚህ እያንዳንዱ የሰዎች ሂደት ማለት ነው፤ ጥሩ በሆነ መንገድ እንግዲህ ያው በተሻለ እሳቤ እና በተሻለ ሂደት እንግዲህ በደንብ ስንመለከተው ያው እወድሃለሁ የሚለው ቃል በጣም ለእኛ ትልቅ የሆነ ስሜት የሚሰጠን ነገር ነው ማለት ነው። እና እንደ አጠቃላይ ይሄንን እንግዲህ በደንብ መመልከት እና መረዳት ይኖርብናል ብዬ አስባለሁ። እንደ አጠቃላይ እንግዲህ ይሄን እንግዲህ ተገቢውን ነገር በደንብ አስበንና እቅድን መንቀሳቀስ ወይም ደግሞ በሚገባ መስራት ለኛ ትልቅ የሆነ ዋስትና ነው ማለት ነው። ስለዚህ ለእያንዳንዱ የሂደት ወይም ደግሞ ለእያንዳንዱ የእውቀት ደረጃም ሆነ ለእያንዳንዱ ልምድ ትልቅ የሆነ እሳቤን እና ትልቅ የሆነ መልካም የሆነ ንግግርን የምንናገርበት እና የምናይበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ ነገር ጥልቅ የሆነ ጥሩ በሚባል መንገድ እንግዲህ ያው የውለታን የመግለጽ እና ብዙ ነገሮችን የማየት ሂደት ይኖራል። እና እንግዲህ ሰዎች በጣም ወደውን በጣም አክብረውን እንግዲህ እወድሃለሁ የሚል ቃል ከአፋችን የሚወጣበት ሂደት አለ። እንዲሁም ደግሞ እኛም በጣም ለምሳሌ እኔም በጣም ደስ የሚለኝ በጣም ከልቤ የማደንቀውና ከልቤ የምወደው ወንድ አለኝ ማለት ነው። ስለዚህ በሚገባ ደስ ይለኛል ማለት ነው የሚያረጋቸው ነገሮች የሚያያቸው ነገሮች ብዙ ነገሮች ብቻ ብዙ ነገሮቹ በጣም በጣም ደስ የሚለኝና በጣም የምወድበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ በዋናነት የምናየውና የምናነሳው ትልቅ የሆነ የደስታን ስሜት ነው ማለት ነው ይሄ እወድሃለሁ የሚለው ነገር የሚገልጽልን ማለት ነው። ለማንኛውም ሰው ልናደርገው የምንችለው ነገር ስለሆነ ከልባችን ሆነን ከልባችን አስበን የምንለው ነገር ስለሆነ በጣም ጥሩ የሆነ የእሳቤ ሂደትም ደግሞ የአመለካከት ሂደት አለው ማለት ነው። ስለዚህ እያንዳንዱን ነገር በተገቢ መንገድ ለመስራት እና ለመተወን በጣም ወይም ደግሞ ለተሻለ ለማድረግ በዋናነት እንግዲህ ያው የእያንዳንዱ ቃላታችን ሂደት በጣም ለእኛ ወሳኝነት አለው ማለት ነው። ስለዚህ እወዳለሁ የሚለው ቀን በጣም

እሽ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። ቀጣዩን ጥያቄ እንግዲህ ስንመለከት ያው ረዕቡ ይላል ያው ረዕቡ ማለት እንግዲህ ያው በጣም ብዙ ጥያቄዎች እና የተለያዩ ሂደቶችን እያየን ነው ማለት ነው። እንግዲህ ያው እንግዲህ በጣም የቀናቶችንም ሂደት በጣም በብዙ መንገድ እየተጠየቅኩ ነው ማለት ነው በጣም ደስ ይላል ማለት ነው። እንግዲህ ረዕቡ የሚለው እንግዲህ ከቀናቶች ውስጥ እንግዲህ የ ሮብ ቀን የሚያይ የምናይበት ሂደት ማለት ነው ረዕቡ የሚለው ረዕቡ ማለት ነው። እንግዲህ ከቀናቶቹ ውስጥ ከሰባቱ ቀናቶች ውስጥ እንግዲህ ሶስተኛው ቀን ማለት ነው። ሰኞ ማክሰኞ ረዕቡ የምንለው ማለት ነው ከሀሙስና እና ከማክሰኞ መሃል ያለው ማለት ነው። እንግዲህ ረዕቡ እንግዲህ እሺ በጣም ብዙ ጊዜ ምንድነው? እያንዳንዱ ስራዎች ጠንከር የሚሉበት የስራ ቀን ነው ማለት ነው ሮብን ስንመለከት ማለት ነው በእኛ ባለንበት ሂደት ማለት ነው። ስለዚህ ሮብ ወይም ደግሞ ረዕቡ ስናይ በጣም ብዙ የምናይበት ሂደት አለ የስራዎችን ጫና እና የስራዎችን የመደራረብ ሂደት ብዙ ነገሮችን ከምናስበው በላይ የሚደራረቡብን ሂደት አለና እያንዳንዱን ነገር በተገቢው መንገድ በመተግበር ጥሩ የሆነ የሙያ እና የክህሎት ሂደትን በደንብ ከልባችን አስበን ከልባችን አቅደን ከልባችን አልመን የምናስገባበት ሂደት ነው ለእያንዳንዱ ነገር ማለት ነው። ስለዚህ የረዕቡ እንግዲህ በጣም በሚገባ ስራ ጫና የሚበዛበት ቀን ነው ማለት ነው። ስለዚህ ይሄ ጫናችን ደግሞ በጣም በተሻለ መንገድ ጥሩ በሆነ መንገድ ብዙ የተሻለ ሀሳብና የተሻለ ድምዳቤ የምናይበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር በጣም በተሻለ መንገድ ጥሩ ሆኖ የምናይበት ሂደት አለ ማለት ነው። እና እንግዲህ ያው ጥሩ የሆነ የስራ ሂደት እና የእያንዳንዱን የ ሙያ ሂደትም ሆነ የእውቀት ደረጃን በደንብ የምናሰፋበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እንግዲህ ረዕቡ የሚለው የቀን ሂደት በጣም ብዙ ጫናዎችን እኔ በበኩሌ እኔጋ በጣም የሚበዙበት ሂደት አለ ማለት ነው። እያንዳንዱ ስራዎች እንግዲህ የሚደራደሩበት ሂደት አለ ማለት ነው። እና በአጠቃላይ ጥሩ የሆነ እንቅስቃሴ ለማድረግም ሆነ እያንዳንዱን ነገር ለመስራት ያው ፈታኝ የሆነ ስራ ሲሆን ሁሉ ነገር በጣም ደስ ይላል ማለት ነው። በፈተና ውስጥ ስናልፍ ነው ብዙ ነገሮችን የተሻለ ደረጃ ላይ የምንደርሰው ያው ወርቅ ከጭቃ ውስጥ ተቆፍሮ እንደሚወጣው ሁሉ ማለት ነው። ስለዚህ እኛም በሚገባ የተሻለ ነገር ለመስራት የተሻለ አሰራር ሂደት በደንብ መከተል እና ብርድ እና ዝናብ ውርጭ ሳንል ንፋስ ሳንል ይህን በሚገባ ግንዛቤ ከግንዛቤ አስገብተን ብዙ ነገሮችን በሚገባ የመለወጥ አቅም እንዲኖረን ራሳችንን መገንባት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ጥሩ የሆነ ለውጥ ሂደት ወይም ደግሞ የተሻለ ሀሳብ መሰብሰብ ለነኛ በጣም ትልቅ የሆነ ውጤት የሚሆንበት ሂደት አለና። ስለዚህ የእያንዳንዱ ነገር ጥሩ በሚባል መንገድ መተግባርና መረዳት በጣም ለእኛ ትልቅ የሆነ አድቫንቴጅ የሚሰጠን ነገር ነው ወይ ደግሞ ጥቅም የሚሰጠን ነገር ነው። ስለዚህ ያው ረዕቡን ቀን በጣም በስራ በጣም ጠንክር ባለ ስራ የምናሳል የማስልፍበት ሂደት አለና። ስለዚህ በጣም በብዙ መንገድ እንግዲህ ራሴን የምገመግምበት ራሴን የማየበት በእያንዳንዱ የሙያ ዘርፍ ላይ ደግሞ ብዙ ነገሮችን የምለውጥበትና የማየበት ሂደት አለና። ስለዚህ ለእያንዳንዱ ነገር ጥሩ የሆነ የግንዛቤ ጥረት ወይም ደግሞ የግንዛቤ ሂደትን እንዲኖረን በተሻለ መንገድ እንግዲህ ለእያንዳንዱ ሂደት በጣም ጥሩ በሆነ መንገድ የምንረዳበትና የምናይበት ሂደት አለ ማለት ነው። እና እንደ አጠቃላይ የተሻለ ለውጥ እና የተሻለ ግብ እንዲኖረን በሚገባ መረዳትና ማወቅ ይኖርብናል ማለት ነው። ለእያንዳንዱ ነገሮች እንግዲህ ተጠያቂነታችን የሚጨምርበትና ብዙ በሆነ መንገድ የምንሰራበት ሂደት ስላለ ለእያንዳንዱ ሙያዊ ድጋፍ ደግሞ በጣም በሚገባ መስራትና መተንተን ይኖርብናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ የሰነልቦና ጫና እንዳይኖርብን ወይም ደግሞ የሰነልቦና መደራረብ በጣም ያለመረጋጋት ሂደት እንዳይኖርብን እንግዲህ ብዙ ነገሮችን በተሻለ መንገድ ለማከናወን ያው የጊዜ አጠቃቀም ሂደታችንን በጥሩ መንገድ ብናደርገው የተሻለ ይሆናል ብዬ አስባለሁ። እና እንግዲህ እንደ አጠቃላይ ይሄንን በሚገባ መተንተን ይኖርብናል ማለት ነው። እና ይሄንን ይመስላል እንግዲህ ጠቅለል አርግተን ስንመለከተው ማለት ነው። እንዳትጠቃላይ እና እና ይሄንን እንግዲህ በደንብ ተረድተን በደንብ አውቀን በደንብ ገምግመን ማየትና መተግበር ትልቁ ድርሻችን መሆን አለበት ማለት ነው። እና እንደ አጠቃላይ ይሄን ይመስላል ጠቅለል አርግተን ስናየው

እሺ በጣም ጥሩ ወደ ቀጣዩ ጥያቄ እንግዲህ ስንገባ ያው እንግዲህ ብዙ ጥያቄዎች የተነሱ በጣም ደስ የሚል ሂደት አለው ማለት ነው እንግዲህ እያንዳንዱን ጥያቄዎች እየተመለከትኩ ነው ማለት ነው። እንግዲህ ወደ ጥያቄውም ስገባ ኮት የሚል ጥያቄ ነው እንግዲህ ያው ኮትን ስንመለከት እንግዲህ በሚገባ ከቲሸርት ደግሞ ከሸሚዝ ቀጥሎ የምንለብሰው ነው ማለት ነው። ኮት ኮትን ስናይ እንግዲህ ያው ኮት ስንል በጣም በብዙ መንገድ የኮት አይነቶች አሉ የሹራብ አይነቶች አሉ እንዲሁ ደግሞ በጣም በብዙ አይነት መንገድ የ ከላይ የምንለብሳቸው የልብስ አይነቶች አሉ። ለምሳሌ እንደ ሱፊ ያሉ በሚገባ የምንለብሳቸው እንደ ሹራብ እንደ ተለያዩ ብቻ ብዙ አይነት የምንለብሳቸው ከላይ የምንለብሳቸው የልብስ አይነቶችም ደግሞ ኮት የምንላቸው ናቸው። እንግዲህ ከላይ መጨረሻ የምንለብሳቸው ማለት ነው እና በሚገባ እና እንዴ ካፖርት እንለብሳለን ማለት ነው በሚገባ እንግዲህ ሰፋ ያለ ማለት ነው። እና እንግዲህ ኮትን ስንመለከት የሚገባ እንግዲህ በተለያየ ጊዜያት በተለያየ ወይም በተለያየ ሁኔታዎች ኮትን የምንገዛበትና የምንለብስበት ሂደት አለ ማለት ነው። በተለይ አሁን ላይ እንግዲህ የሚሸጡበት ሂደትም በጣም እየጨመረ ሄዷል ማለት ነው። እያንዳንዱ ኮቶች ስለዚህ ጥሩ የሆነ ኮት ለመልበስ ጥሩ የሆነ ስራ መስራት የሚኖርብን ሂደት ላይ ያለንበት ሁኔታ አለ እና ይሄ ደግሞ በጣም ትልቅ የሆነ ጥሩ የሚባል ልብሶችን ለመልበስም ሆነ ብዙ ነገሮችን ለማየት የተሻለ ነገር የመስራት አቅም ሲኖረን ነው በጣም ብዙ ነገሮች የሚቀሉልን ማለት ነው። ስለዚህ ኮት ስናይ በጣም በሀገራችን በጣም በሰፊው እንግዲህ ወደ ኢትዮጵያ ውስጥ የሚገቡበት እና ብዙ የሚገቡበት ሂደት እና የሚሰራጩበት ሂደት አለ ማለት ነው። እንግዲህ በያለንበት እንግዲህ በሚገባ ኮት የምንገዛበት ሂደት አለ ማለት ነው። ስለዚህ ኮቶችን ስናይ ለምሳሌ ከለራቸው በጣም የተለያየ ጥቁር ይኖራል ነጣ የሚል ይኖራል ብቻ ከላራቸውን ዘርዝረን አንጨርስም ማለት ነው ስለዚህ ኮቶዎች በጣም ብዙ መንገድ ያሉበት ሂደት አለ ማለት ነው። እንግዲህ ያው ከዛም ጋር የይዞ ትልቅ የሆነ የኮት አለባበስ ሂደታችን ደግሞ ለየአንድ አንዱ የማወቅ ሂደታችን እንግዲህ ጉጉት ሲኖረን በጣም በብዙ መንገድ የተሻለ ለምንድነው የተሻለ ክህሎት እንድኖረን ለእያንዳንዱ ነገር እንግዲህ በጣም ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። እንግዲህ ስለ ኮት ስናወራ እና ኮትን እንግዲህ በሚገባ መጠቀም የተሻለ ውጤት እና የተሻለ ልምድ የተሻለ ክህሎት እንዲኖረን የምናደርግበት ሂደት ነው ማለት ነው። እና በጣም በተገቢው መንገድ እንግዲህ ኮትን የምንጠቀምበትን ሂደት በጣም በሰፊው መጠቀምና መተግበር ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ኮታችንን በደንብ የመጠቀም እና በሚገባ ጥሩ በሆነ መንገድ የመጠቀም እና ብዙ ነገሮችን የመቀየር ሂደትን በጣም ተገቢ የሆነ ሂደትን ማከናወነ ለእኛ በጣም ትልቅ የሆነ ሂደት አለው ማለት ነው። ስለዚህ ለእያንዳንዱ ጊዜ እና ለእያንዳንዱ ሰዓት እንግዲህ በጣም በሚገባ ኮት መጠቀም ነው ደግሞ ለእያንዳንዱ እውነት እንግዲህ የተሻለ ለውጥ ይኖረን በብዙ መንገድ ኮትን የመጠቀም ሂደት በጣም ሰፊው የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ የምንለብሰው ልብስ ጥሩ የሆነ የአለባበስ ሂደት እንዲኖረን ወይም ደግሞ የተሻለ አለባበስ ሂደት እንዲኖረን ኮትን ከላይ በሚገባ መልበስ ይኖርብናል ማለት ነው። አንዳንዴ እንግዲህ በሱፍ መልኩ ነው በጣም ሱፍ ጽድት ያለው ሱፍ የምንለብሰው ከላይ ይኖራል ማለት ነው። ስለዚህ እነኚህ እነኚህን እንግዲህ የምንጠቀምበት ሂደት ብዙም ጊዜ ለተለያዩ ለሰርጎች እንዲሁም ደግሞ በጣም ለብዙ የሰርግ ዕለቶች ነው እንዲሁም ደግሞ የተለያዩ የቀለበት ሊሆን ይችላል እንዲሁም ደግሞ የልጆች ክርስትና ሊሆን ይችላል እንዲሁም ደግሞ የተለያዩ ድግሶች ይኖራሉ ማለት ነው። በየአካባቢያችን ላይ ያን ጊዜ ለእንግዲህ ጽድት ብለን ፏ ብለን ሱፋችንን ሸቀጥ አድርግተን በሚገባ ወደ ቦታው የምንሄድበት ሂደት አለ ኮታችንን ለብሰን ማለት ነው ስለዚህ እንግዲህ ብዙ ሰው በደንብ ይህንን መተግበር ይኖርበታል ማለት ነው። እያንዳንዱን የአለባበስ ሂደትም በጣም በጥሩ በሆነ መንገድ ቢለብስ የተሻለ ለውጥ እና የተሻለ ልዩነት እና የተሻለ አመለካከት ለውጥ የሚያመጣበት ሂደት ይኖራል ብዬ አስባለሁ ለአንድ አጠቃላይ ይህንን የተገቢውን የሆነ የኮት አለባበስ ሂደት በሚገባ መልበስ ይኖርብናል ማለት ነው። እና ጠቅለላ ስናየው ጥሩ የሆነ ልብስን በሚገባ መልበስ የተሻለ ነው ብዬ አስባለሁ እንዴ አጠቃላይ ኮታችንን በተገብው መንገድ መልበሳችን ትልቅ የሆነ ዋስትና እና ሂደት ይኖረዋል ማለት ነው። ስለዚህ በጣም በምገባ መልበሳችን ፎቶአችንን ትልቅ የሆነ ሂደት አለው ማለት ነው። ትልቅ የሆነ ለውጥ አለው እና ስለዚህ በብዙ መንገድ እንግዲህ ልብሳችንን አሳምረን መልበሳችን ትልቅ የሆነ ጥቅም እና ግርማ ሞገስ ይኖረናል ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ ያው ቀጣይ ጥያቄያችን እንግዲህ ማስታወቂያ የሚል ነው። እንግዲህ ማስታወቂያ እንግዲህ አሁን ላይ በ ኤስኤስኤም የምንለው እንግዲህ ያው ሶሻል ሚዲያ እንግዲህ በጣም የሶሻል ሚዲያ ማኔጅመንት እና የተለያዩ ሶሻል ሚዲያዎችን ፕሮሞሽን የሚሰሩ ሰዎችንም ደግሞ በጣም በሚገባ ማስታወቂያ የሚሰሩ ሰዎች እንግዲህ አሁን ላይ በጣም በሀገራችን እየወጡና እየሰሩበት ያሉበት ሂደት ነው እንግዲህ የማስታወቂያ ሂደት ማለት ነው። እንግዲህ ማስታወቂያን ስንመለከት በጣም በብዙ መንገድ እንግዲህ ሰዎች ስራቸውን የተለያዩ ምርታቸውን የሚያስተዋውቁበት እንዲሁ ደግሞ አገልግሎታቸውን የሚያስተዋውቁበት እንዲሁ ደግሞ የተለያዩ ማሽኖችን የሚያስተዋውቁበት ብቻ እያንዳንዱን ነገር በተገቢው መንገድ የሚያስተዋውቅበት ሂደት ነው ማለት ነው። እንግዲህ የማስታወቂያ ማለት ነው እንግዲህ ቢዝነሳቸው ለማሳደግ እና ቢዝነሳቸው እያደገ እንዲሄድ ልዩ የሆነ ሂደትን የሚያከናውኑ ሰዎች በጣም በብዙ መንገድ እንግዲህ ማስታወቂያን የሚጠቀሙበት ሂደት አለ ማለት ነው። ስለዚህ ማስታወቂያን ስናይ በጣም በብዙ መንገድ እንግዲህ ማስታወቂያ የምናከናውንበት ሂደት አለ ማለት ነው በተገቢው መንገድ እንግዲህ ስናይ ጥሩ የሆነ ማስታወቂያ እሳቤንና ማስታወቂያ ሙያ ተላብሶ በጣም በከፍተኛ ደረጃ ማስታወቂያን የሚያስታውቁበት ሂደት አለ ማለት ነው። ስለዚህ በጣም በሚገርም ሁኔታ እንግዲህ ቢዝነሳቸው እያደገላቸው ቢዝነሳቸውን ሰው በደንብ እያየላቸው ማለት ነው ጥሩ የሆነ የ እውቀት ደረጃም ሰብስበው በጣም የተሻለ ማስታወ ሂደትና ብዙ ሰው ጋር በቀላሉ ተደራሽ እንዲሆን የሚያደርጉበት ሂደት በተለያዩ ፕላትፎርሞች የሚያስተውቁበት ሂደት አለ ማለት ነው። ለምሳሌ ያክል ብላይ በቲክቶክ ዋነኝነት የሚተዋወቅበት ሂደት ማለት ነው። ሲቀጥል በዩቲዩብም የሚጠቀሙበት እንዲሁም በኤፍቢ ዋነኛው ነው ማለት ነው በፌስቡክ አለን ነው። ስለዚህ እያንዳንዱ የሚጠቀሙበት ሂደት በጣም በሚገባ ልዩ የሆነ እድገት እያሳዩበት ያሉበት ነገር አለና እንግዲህ የተለያዩ የድሮ ካማፓኒዎችም ራሱ በሚገባ አሁን ወደ ማስታወቂያ የገቡ በጣም ጥሩ ነገሮችን እየሰሩ ይገኛሉ። እና ማስታወቂያ እንግዲህ በተገቢው መንገድ መጠቀም በጣም ትልቅ የሆነ ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ ይሄንም እንግዲህ በሚገባ ተረድተን አውቀንና ተገንዝበን ከጊዜው ጋር መሄድ ይኖርብናል ብዬ አሽባለሁ ስለዚህ ማስታወቂያ በጣም በጣም ትልቁ ነገር ነው ማለት ነው። እንደውም በጣም ትልቅ ሰው በጣም ሀይለኛ ትልቅ የቢዝነስ ባለቤት ሲናገር እንደውም ያለው ምንድነው? በቢያንስ ካፕት አስር ፐርሰንት ቢቀርብም ታደርገዋለህ ሲባል በአንድ ፐርሰንቱ ስራውን እጀምራለሁ። በዘጠኝ ፐርሰንቱ ደግሞ በዘጠና በመቶ ፐርሰንቱ ምን ታደርጋለህ ቢባል በአድዋ ፐርሰንት? ስራዬን እሰራለሁ በዘጠና ዘጠኝ ፐርሰንቱ ደግሞ ማስታወቂያ አስታውቅበታለሁ ያነበበት ሂደት አለና ስለዚህ ማስታወቂያ በጣም ትልቅ የሆነ ትልቅ የሆነ አቅምና ትልቅ ሀይል እንዳለው በጣም መረዳት ይኖርብናል ማለት ነው። ስለዚህ እያንዳንዱን የምናደርገውን ሂደት በጣም በተገቢው መንገድ አይተን አስበንበትና አቅረንበት ማስታወቂያው በሚገባ ከግንዛቤ ውስጥ ማድረግ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር በማስታወቂያን እንግዲህ በጣም ጥሩ በሆነ መንገድ የምንጠቀምበት ሂደት አለ ማለት ነው። ስለዚህ ማስታወቂያ መጠቀም ትልቅ የሆነ አቅምና ትልቅ የሆነ ጉልበት የሚሆነን ሂደት አለ። ስለዚህ በሚገባ ማስታወቂያ መጠቀማችን ትልቅ የሆነ ውጤት እና ትልቅ የሆነ አቅም እንዲኖረን ይሄ የሚያደርግበት ሂደት አለ ማለት ነው። ስለዚህ በደንብ በማስታወቂያን በተሻለ መንገድ መጠቀምና ማየት ይኖርብናል ማለት ነው። ስለዚህ ለየ አንዳ አንዱ ደረጃና ሂደት በጣም በጥሩ መንገድ እንግዲህ ማስታወቂያ ሲኖር በጣም ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ ማስታውቂያ ሲኖረን በጣም በተሻለ መንገድ አንዳንድ እርምጃ በፍጥነት የምንሄድበት ሂደት ይኖራል ማለት ነው። ስለዚህ እንግዲህ ማስተዋቂያውን በሚገባ አይተነው ወይም ደግሞ በሚገባ ተረድተን የዛ የማስታወቂያን ባለቤትም የተለያዩ መረጃዎችን በሚገባ ከተነተንም በኋላ ያንን ምርትና አገልግሎት ሊሆን ይችላል ወይም የሚሰጡትን የተለያየ ሰርቪስ ሊሆን ይችላል እንዳለው በሚገባ ይሄንን ከግንዛቤ ውስጥ ከተን በጣም በጥሩ መንገድ ከእነሱ ጋር የምንቆይበትን እና የምንሰራበትን ሂደት ማመቻቸት ይኖርብናል ማለት ነው። ስለዚህ እንደ አጠቃላይ ይህንን በተገቢው መንገድ መጠቀማችን ትልቅ የሆነ ለውጥና ተግባራዊ የሆነ ሂደትን በደንብ በተገቢ መንገድ መቀየር እንችላለን ማለት ነው

እሺ በጣም ጥሩ እንግዲህ ያው ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት። ልብ ነው እንግዲህ ያው ልብን ስንመለከት እንግዲህ ልባችን እንግዲህ በጣም ጥሩ የሆነ እንቅስቃሴ ነው የምታደርግበት ሂደት አለ ማለት ነው። እንግዲህ ልባችን ወደተለያየ የልብ ምት ሂደታችን ደግሞ እያንዳንዱ የእንቅስቃሴ ሂደታችን ላይ ወደ እያንዳንዱ ሂደት የምትረጨው እንግዲህ የደም ሂደት ያው እንግዲህ ከልብ ጋር ተያይዞ ስለሆነ እንግዲህ ጥሩ የሆነ የአረጫጭ ሂደት ትረጫለች ማለት ነው። እንግዲህ በዋናነት እንግዲህ ስንመለከት እየአንዳንዱን የልብ የልብ ሂደትንም ሆነ አካሄዷን በሚገባ የምንመረምርበት ደግሞ ምን ያህል አካሄድ እንደሄድን በደንብ እኛ የምናውቅበትና የምንረዳበት ሂደት ነው። እንግዲህ የልብ ምትን ስንመለከት እንግዲህ በዋናነት ልባችንንም ስናይ በጣም በጥሩ መንገድ ስትንቀሳቀስ ወይ ደግሞ ስትመታ እናያለን ማለት ነው። እንግዲህ ልብን ስንመለከት ልባችን እንግዲህ በአንድ ሰው በጣም በሚገርም ሁኔታ በጣም በተሻለ መንገድ በጣም ጥሩ በሆነ ሰው እንግዲህ ልባችን የሚሸነፍበት ሂደት ይኖራል ወይም ደግሞ ልባችን የምንሰጥበት ሂደት ይኖራል ማለት ነው። ልባችን ያው መስጠት ስልን ያው በዋናነት ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን አንድ ሰው ያስፈልገናል ብለን ስናስብ ነው። እንግዲህ ልባችንን ሙሉ በሙሉ የምንሰጠውና ስለዚህ ይሄንን ደግሞ በደንብ በተገቢው መንገድ ሰው የምንወደውን ደግሞ ደስ የሚለንን እንግዲህ በጣም ከልባችን የምናፈቅር ሊሆን ይችላል ከልባችን የምንወድ ሊሆን ይችላል። እና ከዚህ ከዚህ አንፃር እንግዲህ ልባችን በጣም ትልቅ የሆነ አቅም እንዳላት መረዳት እንችላለን ማለት ነው። ስለዚህ ለእያንዳንዱ ነገር እንግዲህ ልባችን ወሳኝ እና ወሳኝ ነው ማለት ነው። የልብ ምታችን እንግዲህ ስንመለከተው በጣም ሂደቷ በጣም የሚገርም ነው ማለት ነው። ድው ድው እያለች እንግዲህ ብዙ ነገሮችን ብዙ የደም ሂደቶችን የምትረጭበት ሂደት አለና። ስለዚህ እንግዲህ ያው በጣም ይሄ ትልቅ የሆነ የኛ የመኖራችን ወይንም ደግሞ የእያንዳንዱ የአመለካከታችን በደንብ የምናይበት እና ጥሩ በሆነ መንገድ የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ስናይ በተሻለ መንገድ እንግዲህ የ ሰዎችን ተረጥተን እንዳውቃል ጥሩ በሆነ ሂደት እንግዲህ ለእያንዳንዱ ነገር ጥሩ በሚባል መንገድ እንግዲህ የምናስብበትና የምንረዳበት ሂደት አለ። በዋናነትና ለእያንዳንዱ ነገር እንግዲህ ጥያቄአችንንም ሆነ እያንዳንዱን የምንሰጠውን ምላሽም ሆነ በጣም በተገቢው መንገድ እንግዲህ የተሻለ አርግተን የምናከናውንበት ሂደት አለ። ስለዚህ ለእያንዳንዱ ነገር እኛ ትልቅ የሆነ ቦታና ሂደትን ተመልክተን እንግዲህ የተሻለ ለውጥና የተሻለ ግብን የምናገኝበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም ጥሩ ሆነ መንገድ እንግዲህ የምንሰራበትና የምንተገብርበት ሂደት አለ ማለት ነው። ስለዚህ ይሄ ተግባራችን ደግሞ በተሻለ መንገድ እንግዲህ ጥሩ የሚባል የስራ ለውጥና የስራ ሂደትን በደንብ ተራርተን እንግዲህ በልባችን ያሰበውን ልባችን የፈቀደውን እንግዲህ የምናደርግበት ሂደት አለ ማለት ነው። እንግዲህ ልባችንን ስንመለከት በጣም ለብዙ ነገር ከአእምሮአችን በመቀጠል ልባችን ጋርም ያለ ሂደት አለ ማለት ነው። ስለዚህ የፍርሃት ስሜት ሊሰማን ይችላል እንዲሁም ደግሞ የልባችን የመደንገጥ ስሜት ይሰማዋል ማለት ነው። እና በብዙ መንገድ ከልባችን ጋር ከአእምሮአችን ከልባችን ጋር በጣም የተሳሰረ መሆኑን በዚሁ ማየት እና መገምገም ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ልባችን ምን ያህል አቅምና ሀይል እንዳላት መተንተንና ማወቅ በደንብ እንችላለን ማለት ነው። ስለዚህ የልብ የልብ ምታችንንም በሚገባ ማየት ይኖርብናል ማለት ነው። እና እንደ አጠቃላይ የተሻለ ልብ አመታት ሂደቷ ወይም ደግሞ የልብ በጣም ከፍተኛ ምት የምትመታበት ሂደት ስላለ የእያንዳንዱ ሂደት በጣም ትልቅ የሆነ ለውጥ ምን ምናይባት ሂደት አለ ልባችንን ማለት ነው። ስለዚህ ይህ የልባችን የልብ ምት መጠናችን በጣም በከፍተኛ ሁኔታ የተሻለ አርግተን የምናይበትና የምንተገብርበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ የልብ ምት መጠናችን እንግዲህ በጣም በተሻለ መንገድ እንግዲህ የምንለዋወጥበት ሂደት አለ ማለት ነው። እና እንደ አጠቃላይ ጥሩ የሆነ የአስተሳሰብ ለውጥ እና የግንዛቤ ሂደት እንዲኖረን የምናደርግበት ሂደት እንግዲህ በጣም ትልቅ የሆነ የልብ ምታችንንም በጣም አንድ ላይ አገናኝቶ የሚይዝልን ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ከምንሰራው ስራ ጋር አያይዘን በጣም በብዙ መንገድ እንግዲህ የልብ ሂደታችንን

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው እንግዲህ ያው ጥያቄው ስናይ አምስት የሚል ነው። እንግዲህ በተለያየ መንገድ እንግዲህ ስናይ የጥያቄዎቹ ሂደት አሪፍ ናቸው ማለት ነው። እንግዲህ አምስት የምንለው ያው ቁጥር ነች ማለት ነው ከአራት እና ከስድስት መሃል ያለችው ቁጥር ነች ማለት ነው። እንግዲህ አምስት ማለት ያው አምስት እንግዲህ የእያንዳንዱ ቁጥሮች እንግዲህ እንደ አጠቃላይ ጥሩ የሆነ ነጥለን የምናይባቸው የምንገልጽባቸው ሂደት አለ። ለምሳሌ ማለት ነው እንግዲህ በጣም ሁሉ በየራሳቸው ድርሻ ያላቸው ማለት ነው። ቁጥሮቹ ባልነው በዋናነት እና እንግዲህ እያንዳንዱ ቁጥር ስንመለከት እያንዳንዱን ቁጥር ስናያቸው እንግዲህ በተሻለ መንገድ ጥሩ በሚባል እውነት ላይ የተመሰረተን በጣም በብዙ መንገድ እንግዲህ የምናይበትና የምንተነትንበት ሂደት አለ ማለት ነው። የቁጥር ሂደቱን ማለት ነው እና እንደ አጠቃላይ የተሻለ ለውጥ እና የተሻለ ግንዛቤ እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት ስንመለከት ብዙ ነገሮችን የምንለውጥበት ሂደትና የምናይበት ሂደት አለ ማለት ነው። ስለዚህ ቁጥሮቹን በሚገባ የምንጠቀምበት ሂደት አለ ማለት ነው። ስለዚህ እያንዳንዱ የቁጥር መጠንም ወይም ደግሞ የቁጥር ሂደትንም በደንብ ተግባራዊ አድርገን ስንመለከት እያንዳንዱን ነገር የምንቀይርበት እና የምንለውጥበት ሂደት አለ ማለት ነው። ስለዚህ ብዙ እውቀትና ብዙ ትንታኔን የያዘ የመረጃ ሂደት ስናይ በጣም በተሻለ መንገድ እንግዲህ ጥሩ በሚባል ሁኔታ እንግዲህ እያንዳንዱን መንገድ ለመስራት እና ለማቀድ በጣም ከፍተኛ የሆነ ጥረት እና ሂደት ተሰጥቶ ማለት ነው። እና እንግዲህ ከዚህ ጋር ተያይዞ ትልቅ የሆነ የቁጥር ሂደቶችንም የምናይበትና ሂሳባዊ ስሌቶችንም በደንብ የምናሰላበት የቁጥር ሂደቶች አሉ ማለት ነውና። እና ከዚህ ጋር ተያይዞ ትልቅ የሆነ የገንዘብ ፍሰትን ለመቆጣጠር ለማየት ለመረዳት እንዲሁ ደግሞ ለመደመር ለመቀለስ ለማባዛት እንግዲህ በጣም ጥሩ የሆነ የቁጥር ሂደትን ለማየትም ሆነ ለሁሉ ነገር ለመዝገምገም እንግዲህ ቁጥሮች ትልቅ የሆነ አቅም ነው። እዚህ ጋር እንዳላቸው ማየት እንችላለን ማለት ነው። ማንኛውንም ነገር ነው የምንጠራው እንግዲህ ያው ከአንድ አየህ ወዴትም አለልም ማለት ነው። ስለዚ ይቺን ቁጥር ደግሞ በጣም ከእሷ ጀምሮ ያሉትን ቁጥር በጣም ምን ያህል አቅም እንዳላቸው በደንብ የምናይበት ሂደት አለ። በተለይ ካለ እስከ አስር እና ይሄ ደግሞ ታንቅልቅ ትልቅ የሆነ አቅማቸው በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። እንግዲህ ከእነሱ ጋር ተሞርክሶ ነው እያንዳንዱ የቁጥር ሂደትም ሆነ የቁጥር አሀዞች ማለት ነው እያንዳንዱ ቁጥር በእነኚህ ከአንድ ከአንድ እስከ አስር ያሉት ውስጥ ነው። በደንብ ወደፊትም የሚጫወቱት ወይም ደግሞ ወደፊትም በሚገባ ሰዎች የሚሰሩባቸው ማለት ነው። እነዚህ እንግዲህ ያው አንድ ከስር ለምሳሌ ሃያ ሃያ አምስት መቶ አምስት ብል አምስት መቶ አምስት ብንል ያው እንግዲህ ይሄ አምስት ዜሮ አምስት ነው ማለት ነው። ስለዚህ ያው ከአንድ እስከ አስር ያሉ ቁጥሮች ውስጥ ናቸው እንግዲህ እነኚህ እንዳለ ያሉት እና እንግዲህ ዋናዎቹ ቁጥሮች በጣም ከፍተኛ ሁኔታ እነኚህ ቁጥሮች የተሻለ ለውጥ እና የተሻለው ግንዛቤ ይሰጣሉ ማለት ነው። ስለዚህ ይህንን የቁጥር ሂደት የቁጥር አይነት በጣም በተገቢው መንገድ በተሻለ ሁኔታ የምንለካበት ወይም ደግሞ ቁጥሮቹን የምናይበት ሂደት አለ እና በኋላም ለአንዳንዱ ነገር የምንሰራበትና የምንተገብርበት ሂደት ለእኛ ትልቅ የሆነ ዋስትና የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በተገቢ መንገድ እንግዲህ ጥሩ በሆነ ሂደት በጣም ከፍተኛ በሚባል ሂደት ላይ ተሞርኩዘን የምንሰራበት ሂደት አለ ማለት ነው። ስለዚህ እያለ አንዱን ነገር ስንመለከት ያው በጣም በከፍተኛ ሁኔታ እንግዲህ ይሄ ስናየው ልዩ የሆነ ግንዛቤና እውቀት እንድንይዝ እንድንጨብጥ የሚያደርገን ነው ማለት ነው። እንግዲህ ይሄ የቁጥር ሂደቶች ስንመለከታቸው ማለት ነው በለዩ ሁሌታ ማለት ነው እና እንደ አጠቃላይ ትልቅ የሆነ መልከታ አለ። እይታ እስካስተካከልን ድረስ ብዙ ነገሮችን የሚያስፈልጉ ነገሮችን በሚገባ የምንጠቀምባቸው ሂደቶች ይኖራሉ ማለት ነው። ስለዚህ የእያንዳንዱን ነገር እንግዲህ በሚገባ ከቁጥሮች ጋር ተያያዥነት ላይ ያላቸው ሙሉ በሙሉ እንግዲህ በጣም ይሄ ነው የማይባል በቃ ሳለ ማለት ነው። በቀን ውስጥ ስለ ቁጥሩ ሳናወራ ቁጥሮችን ሳንጠራ ውለን አናውቀውም። እና ስለዚህ እእነኚህ ቁጥሮች ታግል እንትን አላቸው አንድ እና ያንን ሂደት ተመልክተን እንግዲህ በጣም በተሻለ መንገድ ማየት እና መተንተን ይኖርብናል ማለት ነው። የዚህ የእያንዳንዱ የ ቁጥር ሂደቶችን ማለት ነው እና ጠቅለል አርግተ ስናይ እንግዲህ ቁጥር በጣም ትልቅ የሆነ ወሳኝ ጥቅም አላቸው ወሳኝ የሆኑ ናቸው ማለት ነው። እና ለእያንዳንዱ ነገር ቁጥር እንግዲህ በጣም አስፈላጊነቱን የጎላ ነው ማለት ነው። እና አንድ አጠቃላይ ይህንን ይመስላል እንግዲህ ቁጥር ሂደት ስንመለከተው ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስገባ ያው እንግዲህ ጥሩ ጥያቄዎችን እያነሳን ጥሩ ሂደቶችን እያሳለፍን ማለት ነው እንግዲህ። ወደ ጥያቄውም ስገባ እንግዲህ ያው የሚል ነው። እንግዲህ አዎ ስትራቴጂን ስንመለከተው በጣም በጣም በብዙ መንገድ ስትራቴጂ ምንአወጣበት ወይም ደግሞ ንድፈ ሀሳብ እንለዋለን በአማርኛ ማለት ነው ስትራቴጂ የምንለው ንድፍ የምንለውን ይገልጽልናል ማለት ነው። እንግዲህ ያው ንድፍ ሀሳብ ስንል እንግዲህ ለምንፈልገው ነገር ደግሞ እኛ ለምንሰራው ነገር በጣም በጣም ከሚታሰበው በላይ ጥሩ የሆነ ሀሳብና አስተያየት ወይም ደግሞ ጥሩ የሆነ ፕላን ይዘን ስንነሳ እንግዲህ ንድፍ ሀሳብ ወይም ደግሞ ስትራቴጂ ብለን እንይዘዋለን ማለት ነው። እንግዲህ ስትራቴጂም ስንመለከት እንግዲህ ማንኛውም ሰው የሚፈልገውን ነገር ላይ ለመድረስ የሚያስበውን በደንብ ለማሳካት ጥሩ የሆነ እንቅስቃሴ የሚያደርግበት ሂደት እና በሚገባ አንድ ብሎ ህይወቱን ወጥሮ የሚሰራበት ሂደት አለ ማለት ነው። ስትራቴጂ ያለው ሰው ማለት ነው። ስለዚህ ስትራቴጂውን በደንብ ይዞ ከአእምሮ ብስለቱ ጋር ከአእምሮ አስተሳሰቡ ጋር በጣም ትልቅ የሆነ ቁርኝት ካለው ምንም አይነት ነገር ወደኋላ ሊለው አይችልም ማለት ነው። በሚገባ ፈንቅሎ የመውጣት አቅሙ በጣም በጣም ትልቅ ነው ማለት ነው። ስለዚህ የንደፍ ሀሳቡ ጋር ተያይዞ በጣም ትልቅ የሆነ የ ልዩ የሆነ የአመለካከት እና የብልህነት ለውጥ መኖር አለበት ማለት ነው። ስለዚህ በጣም ይሄንን ተስማሚ የሆነ የስራ ሂደት ወይም ደግሞ የሰራ ስትራቴጂ ልዩ የሆነ አላማና ግብ ይዞ ነው እንግዲህ አንድ ሰው ስትራቴጂ ያወጣው ደግሞ ስትራቴጂ ጀመረ የምንለውና ስለዚህ ስትራቴጂ ሲኖረን በጣም ትልቅ የሆነ ልዩ የሆነ ምልከታና ልዩ የሆነ እንግዲህ የምንለው ማለት ነው። በዋናነት ያው ስንመለከት የስትራቴጂን ሂደት ወይም ደግሞ የአመለካከትን ለውጥ ስንመላከት በዋናነት የምናየው ዋናነት የማነው ይሄንን ጥሩ በሚገባ መንገድ ያው ጥሩ በሆነ የስራ መንገድ ነው ብዬ እያንዳንዱን የስራ ሂደቱንም ስንመለከት ጥሩ በሆነ መንገድ እንግዲህ የተሻለ ሀሳብ ላይ የተሻለ ስራ የሚሰራበት ሂደት ይኖራል ማለት ነው። ስለዚህ ለእያንዳንዱ ነገር የተሻለ አይና የተሻለ አላማ ሲኖረን ብዙ ነገሮችን የመቀየርና የመተግበር አቅማችን በጣም ከፍተኛ እና ሰፊ የሚሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ውሳኔና ትልቅ የሆነ እሳቤን ይዘን በደንብ መነሳትና መተግበር ይኖርብናል ብዬ አስባለሁ። ስለዚህ ለእያንዳንዱ ነገር ተጠያቂነታችንንም በደንብ ሰፋ አድርግተን የምንመለከትበትን ትልቁን ሀሳባና አስተያየታችንን በደንብ ማየት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ደግሞ ለእያንዳንዱ ስትራቴጂ በጣም ትልቅ የሆነ ዋጋ የምንከፍልበት ሂደት አለ ማለት ነው። ስትራቴጂው ማውጣታችን ብቻ ትልቅ የሆነ ጥቅም ይሰጠናል ብለን ካሰብን ያ ስተት ነው ማለት ነው። ምክንያቱም ከጥረታችን ጋር ነው ማንኛውም ነገር ትልቅ አቅምና ውጤት የሚኖረው ማለት ነው ጉልበት የሚሰጠን በመተግበራችን ነው ማለት ነው። ስለዚህ ስትራቴጂ ያለው ሰው በጣም ጥሩ የሆነ እሳቤ እና ጥሩ የሆነ አመለካከት ይኖረዋል ብዬ አስባለሁ። ስለዚህ ይህንን ደግሞ ከዚሁ ከአይምሮ ብስለቱ ጋር በደንብ አጣጥሞ ከተንቀሳቀሰ በጣም ብዙ ነገሮችን የመቀየር አቅሙ በጣም ትልቅ ነው የሚሆነው ማለት ነው። ስለዚህ በስሜት ብቻ አይመራም ማለት ነው። ስለዚህ እያንዳንዱ ነገር አስተሳሰብ ሂደት አይቼ በደንብ በደንብ መምራትና እና ማወቅ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ስንመለከት ያው በሚገባ ትልቅ የሆነ ሀሳብ የያዝንበት ሂደት ይኖራል ማለት ነው። ስለዚህ ከመናገር ይልቅ በዚህ ጊዜ እውነታውን ልንገራቹ ወደ ፈጠራችሁ አምላክ ብቻ ብትነግሩ መልካም ነው። ካለ እንደዛም ያም በሚገባ ሊሆን ይችላል ማለት ነው። ስለዚህ ለእያንዳንዱ ለእያንዳንዱ የሂደት እንግዲህ በጣም በተገቢ መንገድ የምናይበትና የምንሰማበት ሂደት አለና በዋናነት እንግዲህ የተሻለ ለውጥና የተሻለ ግንዛቤ ሊኖረን ይገባል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ምልከታና እሳቤ ሊኖረን ይገባል ማለት ነው። እያንዳንዱን ነገር ለመስራትም ሆነ ለማቀድ ጥሩ የሆነ የሀሳብና የአላማ ሂደት ሊኖረን በጣም የሚገባ ማለት ነው። ስለዚህ ለእያንዳንዱ ነገር ተጠያቂነታችንንም ሆነ የሙያ ሂደታችንንም ሆነ ሀሳባችንን እና ራእያችንን እንዲሁም ስትራቴጂ ስትራቴጂ ስትራቴጂያችንን በተገቢ መንገድ ከተጠቀምን ብዙ ለውጥ የምናመጣበት ሂደት ይኖራል። በራሳችን ላይ ማለት ነው። ስለዚህ ለራሳችን ስንል ጥሩ ስኬት የምናገኝበት ሂደት ማለት ይኖራል ማለት ነው። ስለዚህ ይሄንን በታሰበበት ልክ በጥሩ መንገድ የምንሄድበት ሂደት መኖር አለበት ማለት ነው። ይሄን ይመስላል እንደ አጠቃላይ ስንመለከት

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው እንግዲህ ቀጣዩ ጥያቄያችን ስንት ነው የሚል ነው? እንግዲህ ስንት ነው ማለት ያው ብዙ ነገሮችን ብዙ በግብይት ሂደቶች ውስጥ ይኖራሉ በእያንዳንዱ የህይወት መስክ ውስጥ ይኖራሉ እንዲሁም ደግሞ ብዙ ነገሮችን ለማወቅ ለመረዳት የምንጠይቅበት ይኖራል። እና እንዲሁም ደግሞ በእያንዳንዱ የቤት ሽያጭ ሊሆን ይችላል የቦታ ሽያጭ ሊሆን ይችላል የእንስሳ ሽያጭ ልሆን ይችላል እና ብቻ እንደአጠቃላይ የሽያጭ ቦታ ላይ ይቺን ቃል በጣም እንጠቀማታለን ማለት ነው። ስንት ነው የሚለውን ማለት ነው ብዙ ነገሮችን ለማወቅ ስንት ነው የምንልበት ለምሳሌ ይሄ በሬ ስንት ነው የምንልበት ሂደት አለ ይሄ የሳንጋ በሬ ይሄ እንዴት ነው ዋጋው ስንት ነው የምንልበት ሂደት አለ። እንዲሁ ደግሞ መኪናዎችን የምንጠይቅበት ሂደት አለ ስንት ነው እንላለል ልንገዛ የምንፈልገው መኪና ማለት ነው። እንዲሁም ደግሞ ደረቅ ቦታዎችንም ሆነ ይሄን መሬት ስንተና ነው የምንለው እንዲህ ደግሞ ጥበብ መሬቶችን ነው ወይምደግሞ ርጥብ ወይ ደግሞ ቤት ያለባቸውን እነኚህን በሚገባ ስንት ነው ብለን የምንጠይቅበት ሂደት አለ። እና እንግዲህ ያው ስንት ነው ወጣን ብዙ ነገሮችን ለመነሻ የምጠቅምበት ነው ማለት ነው ይሄ ተውላ ይዤው እመጣለሁ አይበር ማለት ነው። ስለዚህ እያንዳንዱን የስንት ነው የሚለውን የቃን ሂደት ወይም ደግሞ የመረጋጋት ሂደት በጣም ጥሩ የሆነ ነገር ነው ማለት ነው። እና የእያንዳንዱ ሆይ አለው አንድ እና ይሄን ለመጣል የሆነ እና እንደ አጠቃላይ የተሻለ ለውጥ የተሻለ አሳሳቢ ሲኖረው በጣም በጥሩ መንገድ የምንረዳበት ሂደት አለ ማለት ነው። ስለዚህ ይሄ ስልት ነው የሚለው ቃል እንግዲህ በጣም በብዙ መንገድ ልንተነትነው ልንረዳው የምንችልበት ሂደት አለ ማለት ነው። እና እያንዳንዱ ነገር ከስንት ነው ወይም ደግሞ ስንት ነው የሚለውን ነገር በጣም በተገቢው መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ይሄንን ታሳቢ አድርገን በጣም የሚገባ ወደ አሰብነው መንገድ የምንሄድበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን የእውቀት ጥግ ድረስ ወደ መመርመርና መረዳትና ማወቅ የሆነ ለኛም ጥቅም የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር እንዴ አስተምሽውና አስቢ የሚለው መጥል ሂደት ትል አስብኩባትና ያው ብዙ ጊዜ እዛ ደግሞ እያንዳንዱን ነገር እንመረጥ በጣም ጥሩ የሆነ እሳቤና አመለካከት ያለው የማህበረሰብ ሂደት የለም። የሚለውን ወይንም ደግሞ መከፋፈል የጥሩ ነው ወይ የሚለውን በጣም ሂደታቸውን በጣም ስትመለከቱ ጥሩ በሆነ መንገድ ስናይ እያንዳንዱ ልንጠይቃችሁ የሚገባ ነገሮችን በጥያቄ መልክ እንግዲህ የምናቀርብበትና የምናይበት ሂደት ይኖራል ማለት ነው። እና ስንት ነው ብለን ለምሳሌ ያክል ስንፈልግ እንግዲህ አንድ የምንፈልገውን እቃ ወይም ደግሞ ለምሳሌ አንድ ሶፋ ሄደን አንድ ፈርኒቸር ቤት ይሄ ሶፋ ስንት ነው ብለን እንጠይቃለን ማለት ነው። ስለዚህ የመጠየቅ ሂደት ወይም ደግሞ የስንት ነው ሂደት በጣም ትልቅ የሆነ አቅም ያላት ቃላት ነች ማለት ነው ስለዚህ ስንት ነው የሚለው በብዙ መንገድ መጠራትና መመርመር የሚችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ ለማወቅ እና ለመረዳት ስንት ነው ብለን የምንጠይቅበት ሂደት አለ ማለት ነው። እና እንደ አጠቃላይ ለሰዎችን ተግባብተን በሚገባ ለመኖር ወይም ደግሞ ለመስራት ጥሩ የሆነ ዕሳቤና ጥሩ የሆነ አመለካከት እንዲኖረን ያው ብዙ ነገሮችን ከግንዛቤ ከተን የተሻለ ለውጥ እና የተሻለ እሳቤ የተሻለ አመለካከት እንዲኖረን የምናደርግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሙያና የክህሎት ሂደት በጣም በተገቢው መንገድ እንግዲህ ጥሩ አርግተን የምንሰራበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ ዋስትናና አመለካከት ለውጥ የሚሆንበት ሂደት አለ ማለት ነው ስለዚህ ለእያንዳንዱ ነገር በጣም ትልቅ የሆነ ምልከታና ትልቅ የሆነ እሳቤ ይኖረዋል ማለት ነው። እና አንደአጠቅላይ ያው ጥሩ በሆነ መንገድ ብዙ ነገሮችን ከእሳቤው ጋር አመለካከቱ ጋር የምንቀይርበት ሂደት ስላለ ይህንንም በደንብ አስበን መነሳት ያለብን ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር በተገቢው መንገድ መጠቀም እና የአጠያየቅ ሂደታችንንም እንዳልነው ስንት ነው የምትለዋን ሂደት በጣም በብዙ መንገድ መጠየቅ ስለምንችል ይቺንም በሚገባ መጠቀም ይኖርብናል ማለት ነው። እና ዋጋ ቀንስ ዋጋ ጨምርም ለማለት ያው ስንት ነው የሚቀድም ነው ማለት ነው። ስለዚህ ይሄንን ቀድመን የምንጠይቅበት ሂደት ስለሆነ በጣም ዋነኛ የመጠየቃችን እና የመግባቢያችን ሂደት ነች ማለት ነው። ስለዚህ በጣም በጣም ደስ ይላል ማለት ነው። በጣም ጥሩ ነበር ስለዚህ በጣም ቲንኪው እንግዲህ ወደ ቀጣዩ ሂደት እንሄዳለን ማለት ነው። እንደ አጠቃላይ ጥሩ የሆነ ነው ማለት ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ጥሩ ጥያቄዎችን እየተነሱ በጣም ደስ የሚሉ ጥያቄዎችን እየተመለከትኩ ነው። በጣም በጣም ጥሩ የሆነ እንቅስቃሴ እና ጥሩ የሆነ ሂደት እያየሁበት ነው ያለሁት። እንግዲህ እያንዳንዱ ጥያቄ ማለት ነው በጣም ጥሩ የሆነ ሂደት አለው ማለት ነው። እና እንግዲህ ወደ ጥያቄውም ስገባ ያው እንግዲህ እንዴት የሚል ጥያቄ ነው። በጣም ጥሩ እንግዲህ ያው እንዴት ማለት እንግዲህ ለህይወታችን በጣም መሰረታዊ ነገር ነው ማለት ነው። እያንዳንዱን ነገር ለመረዳት እና ለማወቅ። ትልቅ የሆነች ትልቅ የሆነች መሳሪያችን ነች ማለት ነው። እንግዲህ እንዴት ማለት ምክንያቱም ብዙ ነገሮችን አይቼ ስለማውቅ ነው ማለት ነው። ከዚህ እንደኛ አይነት ቃላቶች ጋር ተያይዞ ማለት ነው። ለምሳሌ ብዙ ነገሮችን ያየሁበት ሂደት ስላለ ነው እንደአጠቃላይ ይሄን ያልኩትና ጥሩ የሆነ የአስተሳሰብ ለውጥ እንድናደርግና። ወዴት እየሄድን እንደሆነ በጣም በጣም በብዙ መንገድ ልንመረምርባት የምንችልባት ሂደት ነች። ሰዎችን ማለት ነው እና እንደ አጠቃላይ ብዙ ነገር የምናይባት ሂደት አለ ማለት ነው። እና እንግዲህ ለምሳሌ ያክል ለማንሳት ያህል እንግዲህ ለምሳሌ አንድ ሰው አጠገባችን መጥቶ። ይሄን ይሄን ብትሰራ በጣም የተሻለ ውጤት አለው ይሄን በዚህ በኩል ብታይ በጣም ብዙ ሺህ ብር ታገኛለህ በጣም በርካታ ነገር ታገኛለህ የሚለን ሂደት ይኖራል ማለት ነው። እንደዛ ሲለን። የስራውን ሂደት እንዲሁ ላይላዩን ጫፉን ነካ አርግቶ የሚያልፍበት ሂደት አለ ማለት ነው። እና ይሄን ያህል ብታደርግ እንዲህ ብታደርግ ወዲህ ብትሄድ በጣም የተሻለ ገቢ የምታገኝበት ነው። እኔ እንደዚህ ያህል እያገኘው ነው ይላልና በሚገባ ወደዛ ስራ እንድንገባ የሚያደርገን ሂደት አለ። ይሄን ጊዜ ላይ እንግዲህ እሱ እንደዚህ ሲለን። እንዴት ብለን መጠየቅ እንግዲህ በጣም ትልቅ የሆነ ሀይል የሚሆንበት ሂደት አለ ማለት ነው። እንዴት ስንለው ግራ የሚጋባበት ሂደት አለ ማለት ነው። እና ወዲያው ብቻ ቀጠል አርግተን እንግዲህ ስራው ምንድነው? የሚለውንም በዚህ ጋር ተያይዘን ስንጠይቀው ፍጥጥ የሚልበት ሂደት አለ እና። አንዳንድ ሰዎች እንግዲህ ለምሳሌ የነኝህ የሪፈራል አይነት ሂደቶችን አንዳንድ ጊዜ በጣም አስቸጋሪ የሚሆኑበት ሂደት አለ ማለት ነው። እና ከዚህ አንፃር። ጥንቃቄ የማድረግ ሂደት በጣም የተሻለ ነው ብዬ አስባለሁ። እና ለእያንዳንዱ ማንኛውንም ጥያቄ እና አስተያየት ደግሞ በጣም በተሻለ መንገድ ያው በኮመንት እንዲጽፉ አርግታችኋል ብዬ አስባለሁ። ወይም ደግሞ ለእያንዳንዱ የ የጥሩ የሚገባ ሂደት እንግዲህ በዋናነት ለእያንዳንዱ መልእክት እንግዲህ ስንልክ በጣም ወይም ደግሞ የምንወደው ሰውም ሊሆን ይችላል ለእያንዳንዱ ሰው ብቻ የተለያዩ ነገሮችን ስንልክ እንዴት ብሎ እንዳይጠይቀን አርግተን መላክ ይኖርብናል ማለት ነው። እንዴት ነው? ሲጠይቀን እንግዲህ ብዙ ነገሮችን ከደከምንበት ይልቅ በጣም ብዙ ነገሮችን የመቀየርና የመረዳትና የማወቅ የመተግበር ሂደት የለም። እኮ እያንዳንዱ ነገር የተሻለ ሞት አለማረስ ይሄን እንዳለ እንግዲህ። እና እና እንደአጠቃላይ የተሻለ ለውጥ። ፍለጋ እየሄደ እያለ በጣም የተሻለ እያንዳንዱ ነገር እንግዲህ በጣም ትልቅ የሆነ ሂደት እንግዲህ እንዴት ማለት ነው። ደግሞ በጥያቄ የመጀመር ሁሉንም ነገር በጣም የሚያቀላጥፍበትና ነገሮችን ቃል ባልታሰቡ ነገሮችን የሚቀይርበት ሂደት ስላለ ይህንንም በሚገባ መጠቀምና ማየትና መመርመር ይኖርብናል ማለት ነው። እና ጥሩ በሆነ እሳቤ እና ጥሩ በሆነ አመለካከት እንግዲህ የተሻለ ለውጥ እና የተሻለን ሀሳብ የተሻለን ራዕይ ለመስራት እና ለመተግበር በጣም በተሻለ መንገድ እንግዲህ የተሻለ ስራዎችን። ማከናወን እንግዲህ በጣም ትልቁንና ትልቁን ቦታ የሚይዝ ነው ማለት ነው። እና አንድ አጠቃላይ የተሻለ ለውጥ ለማግኘትም ሆነ የተሻለ አመለካከት ለመስራት በጣም ጥሩ የሚባል መንገድ የተሻለ ሀሳብና አስተያየትን በደንብ መቀበልም ጥሩ የሆነ ሂደት ይኖረዋል ማለት ነው። ስለዚህ ለእያንዳንዱ ነገር እንዴት የሚለውን ነገር በጣም መጠቀም እና መረዳት ይኖርብናል ማለት ነው። እንዴት ስንል ብዙ ነገር ሰዎች የሚደነግጡበት እና ብዙ ነገር የሚቀው የሚለወጥበት ሂደት እንመለከታለን እና። እዚህ ላይ ነው እንግዲህ ስህተት እንዳለ በዛ በስራ መስክ ላይ ማየት የምንችለው ማለት ነው። ስለዚህ የዛ መስክ የስራ መስክ እንግዲህ ስተት ካለበት በጣም በተገቢው መንገድ። የሚለዋወጥበትና የምንቀይርበት ሂደት ይኖራል ማለት ነው። እያንዳንዱን ሙያዊ ሂደት ማለት ነው። ስለዚህ ይሄንን ግን ግንዛቤ ውስጥ ትተን ብትል ሻለ መንገድ እንግዲህ ጥሩ የሆነ። የእውቀት ጥግ ብትይዥ በጣም ብንይዝ በጣም የተሻለ ይሆናል ማለት ነው። ስለዚህ አንድ ሰው የሆነ ነገር ለማለት ሲፈልግ በጣም እንዳይሸውደን ብዙም ጊዜ እንግዲህ የመሸወድ ባህሪ ነው። እኛ ህዝብ ያለበት እና ያው ይህንን የመሸወድ እጅነት እንዳይኖር በጣም በሚገባ እንዴት በምን ምክንያት ምናምን የሚለውን ነገር እያንዳንዱን ነገር መስቀለኛ ጥያቄ መጠየቅ በጣም ትልቅ የሆነ ነገር ነው ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣይነት ያለው ጥያቄ ላይ ገብቻለሁ ማለት ነው። እንግዲህ ጥያቄውንም ስንመለከት እንግዲህ አስራ አስኪያድ አስኪያጅ የሚል ነው። እንግዲህ ስራ አስኪያጅ ማለት እንግዲህ በጣም ስንመለከተው ስለ ስራ አስኪያጅ ያው ስራ አስኪያጅን በደንብ በሚገባ ስናየው እንግዲህ በዋናነት ስራ አስኪያጅ ማለት ያው ለአንድ ካምፓኒ ሊሆን ይችላል ለአንድ የግል ድርጅት ሊሆን ይችላል እንዲሁ ደግሞ ለአንድ ለመንግስት ድርጅት የበላይ ሆኖ በሚገባ ስራዎቹን የሚያስኬድ ወይም ደግሞ ስራዎቹን በተገቢው መንገድ ቀርጾው በተቻለ መንገድ የሚንቀሳቀስበት ሂደት ማለት ነው። እንግዲህ ስራ አስኪያጅ ማለት ስንመለከተውና በዋናነት እንግዲህ ስራ አስኪያጅን ስናይ ጥሩ የሆነ የእያንዳንዱን የሙያ ሂደት እና የአስተሳሰብ ለዉጥ እንግዲህ በጣም በጣም በጥሩ በሆነ መንገድ እንግዲህ የሚያንቀሳቅስበት ሂደት አለ ማለት ነው። አንድ ስራ አስኪያጅን ስንመለከት ስለዚህ እያንዳንዱን የስራ ሂደት ወይም ደግሞ የስራ ጥበብን እና የእያንዳንዱን የእውቀት ደረጃ በሚገባ ለይተን እና አውቀን ተረድተን በተሻለ መንገድ እንግዲህ ስራውን የሚገባ መስራት ይኖርብናል ማለት ነው። ስለዚህ እያንዳንዱን የስራ ሂደት እንግዲህ በተሻለ መንገድ ሰርተን ወይም ደግሞ የሚገባ አዉቀንና ተረድተን እያንዳንዱን ነገር በተገቢው ሰዓት እና ጊዜ ቦታ በደንብ መስራት ይኖርብናል ማለት ነው። ስለዚህ እያንዳንዷን ሂደት ወይም ደግሞ እያንዳንዷን ነገር በጣም በተቻለ መጠን እንግዲህ ጥሩ አርግታን መስራት እና ጥሩ አርግታን መገምገም የእኛ ድርሻ የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በተሻለ መጠን እና በተቻለ አቅም ማለት ነው በሚገባ እንግዲህ የስራውን አሳምረን የመስራትና የማሰብና የማሰላሰል ሂደትም በደንብ ከግንዛቤ ውስጥ መክተት ይኖርብናል ማለት ነው። እና እንግዲህ ስራ አስኪያጅ ሲኮን እንግዲህ በጣም ትልቅ የሆነ ሀይልና አቅም ያስፈልጋል ማለት ነው እንግዲህ በእውቀት መዳበር ያስፈልጋል ማለት ነው። እንግዲህ ራስን መግዛትም በጣም ዋነኛው መስፈርት እንደማለት ነው ማለት ነው። ምክንያቱም ራሳችንን ከገዛን ሰዎችን በሚገባ መንከባከብ ወይም ደግሞ ሰዎችን የሚገባ ማስተናደድ እንችላለን ማለት ነው። ስለዚህ የኛ ራሳችንን በሚገባ አእምሮአችንን በደንብ ከመራን ብዙ ነገር የመምራት አቅማችን ከፍ የሚልበት ሂደት አለና ስለዚህ እያንዳንዱ ነገር ለመምራትም ሆነ ለመተግበር ብዙ በብዙ መንገድ ስናይ ጥሩ የሆነ የአመራር ሙያና ብቃት ካለን እያንዳንዱን ነገር በተሻለ መንገድ በደንብ መምራትና መተግበር የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ተግባር ሂደታችን ደግሞ በሚገባ ጥሩ አርግተን ከተገበርን ለእያንዳንዱ ምሳሌና ውሳኔን በደንብ በተገቢ መንገድ እንግዲህ አስተካክለን የመቀጠል እና በእያንዳንዱ ነገር በተሻለ መንገድ የማየት እና የመተግበር ሂደት በእኛ መካከል ይወሰን ይሆናል ማለት ነው። ስለዚህ ይህንን በደንብ ተረድተን አውቀንና ተግባራዊ ለማድረግ በደንብ መትጋት ይኖርብናል ማለት ነው። ስለዚህ እንግዲህ ያው የስራ አስኪያጅ መሆን በጣም በጣም ትልቅ የሆነ ቦታ ነው ማለት ነው። ምክንያቱም ብዙ ነገሮችን ጥያቄዎች ሲመጡ ዋናኛ ጥያቄዎች እንግዲህ በእያንዳንዱ ዘርፍ ላይ እንግዲህ እሱ ጋር ነው የሚመጣው የስራ አስኪያጁ ጋር ማለት ነው። ስለዚህ ይሄ የስራ አስኪያጅ ደግሞ በተሻለ መጠን ብዙ ነገሮችን ግንዛቤ ውስጥ የሚያይበትና የሚወስድበት ሂደት አለ ማለት ነው። ስለዚህ ግንዛቤው አንፀር ስንመለከት እንግዲህ በዋናነት እያንዳንዱን ነገር እያንዳንዱን የእውቀት ደረጃ ስንመለከት በጣም ትልቅ የሆነ የማንነት ሂደት ወይም ደግሞ እያንዳንዱን የመለማመድ እና የማወቅ ሂደቱ በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር የተሻለ ውሳኔ የተሻለ ሙያ ጥበብና ክህሎት እንግዲህ በጣም በተቻለ መጠን የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ በእያንዳንዱ ነገር እንግዲህ ትልቅ የሆነ ጥያቄና እያንዳንዱ ነገር ትልቅ የሆነ የሚፈጥርብን ምላሽ ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ሂደት ወይም ደግሞ ለእያንዳንዱ እውነታ ጥሩ የሆነ ሂደቶችን ማየት እንችላለን ማለት እንግዲህ ያው በጣም በብዙ መንገድ ተረድተንና አውቀን ተግባራዊ ለማረግ እንግዲህ ብዙ ነገሮችን መተግበርና ማየትና ማወቅ መረዳት ይኖርብናል ማለት ነው። እና እንደ አጠቃላይ የተሻለውን ሀይል የተሻለንን አቅምና የተሻለንን ጉልበት በደንብ የምናወጣበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዷን ሂደት ማለት ነው በሚገባ መስራት ይኖርብናል ማለት ነው። እና አንደ አጠቃላይ ልዩ የሆነ የስራ ሂደት እና የአስራ ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በተገቢው ወንገድ እንግዲህ በሚገባ መስራት እና መስራት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ውሳኔ እና ሂደትን ለማከናወን እንግዲህ ስራ አስኪያጅነት በጣም አሪፍ የሆነ ስራና ጠንካራ ያለ እውቀት የሚያስፈልገው ነው

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄዎች እንግዲህ ያው ጥሩ ጊዜዎችን እያሳለፍን እና በጣም አሪፍ የሆነ ሂደቶችን እያየን ነው ማለት ነው። እንግዲህ ለእያንዳንዱ ጥያቄ እና ለእያንዳንዱ ሂደት በጣም ጥሩ ምላሾችን የምናይበት ሂደት አለ ማለት ነው። እንግዲህ ያሁኑንም ጥያቄ ስንመለከት አስቀምጥ የሚል ነው። እንግዲህ ያው አስቀምጥ ስንል ብዙ ነገሮችን አስቀምጥ እንላለን ማለት ነው። ለምሳሌ ለእኛ የሚያገለግለን እኛ የምጠቀምበትን ነገር አንድ ሰው ቆይ ልጠቀምበት ብሎ ሊወስድ ሲል አስቀምጥን የምጠቀምበት ነው የለኝም እኔ የምልበት ሂደት አለ ማለት ነው። እንዲሁም ደግሞ ለእያንዳንዱ ሂደት ደግሞ ለእያንዳንዱ ጥያቄ እና ለእያንዳንዱ እውነት በሚገባ የምንጠይቅበት አናና እንግዲህ በዋናነት ብዙ ነገሮችን ስናውቅና ስንረዳ እያንዳንዱን ነገር የሚገባ እንዲያስቀምጥ ወይም ደግሞ በተገቢው መንገድ ቁጭ አድርግቶ ወደ ሌላ ስራ እንዲሄድ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄንን ደግሞ በሚገባ ስናደርግ እያንዳንዱን ሂደት በጣም በተገቢው መንገድ መስራትና ማየት ይኖርብናለን ማለት ነው። ስለዚህ ለእያንዳንዱ ሂደት ለእያንዳንዱ እውቀት እና ለእያንዳንዱ ሂደት ማለት ነው በጣም በተሻለ መጠን ብዙ ነገሮችን ስናይ ሰዎች አላስፈላጊ ነገር እኛ እንጋፋ የሚሉበት ሂደት አለ ማለት ነው። ያ ጊዜ ላይ እንግዲህ እረፉ ወይም ደግሞ ከስራችሁ ተቆጠቡ የምልልበት ይልቅ ማለት ነው። ከዛም አልፎ እንግዲህ ወደ ቁሳቁስ ወይም ደግሞ እኛ ከምንጠቀምባቸው ነገሮች ልውሰድ የሚሉበት ሂደት አለ። ስለዚህ ይሄን ጊዜ አስቀምጥ ብለን ጠንከር ያለ ምላሽ የምንሰጣቸው ይሆናል ማለት ነው። ስለዚህ እንግዲህ በብዙ መንገድ እንግዲህ የምንጠቀምበት ሂደት አለ እንግዲህ አስቀምጥህ የሚለውን ሂደት ማለት ነው። እንግዲህ አስቀምጥ እና አጠቃላይ ፍቺውንም ስንመለከት ያው እኛ የምንፈልገው ነገር ወይም ደግሞ እኛ የምንገለገልበትን ነገር ሰዎች ይዘው ሊሄዱ ሲፈልጉ አስቀምጥ የምንልበት ሂደት አለና ያው በሚገባ ቁጭ እንዲያደርግ የምናደርግበት ሂደት አለ ማለት ነው። ስለዚህ ይሄ ደግሞ በጣም ትልቅ የሆነ ለኛ ጤንነት ያለው ሂደትን እንድናይ ደግሞ እንድንመረምር የሚያደርገን ነው ማለት ነው። ስለዚህ ይሄንን በሚገባ ስንጠቀምና በጣም በጣም ስናውቅበት ማለት ነው። ብዙ ነገሮችን ከግንዛቤ ውስጥ ከተን የተሻለ ነገር እና የተሻለ አመለካከት የተሻለ ለውጥ የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገር በተሻለ ሂደት እና በተሻለ ምንነትና እና ሁነት በጣም በሚገባ መቀየር የሚችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም አሪፍ በሆነ መንገድ እንግዲህ መቀየርና መመልከት ይኖርብናል ብዬ አስባለሁ። እና እያንዳንዱን የስራ ሂደትም ሆነ የስራ ልምምድም ሆነ የስራ እውቅና ስናደርግ ብዙ ጊዜ አንተ ተቀመጥ ወይም ደግሞ አንተ አትችልም አንተ እንደዚሁ እኔ የሚሉን ሂደቶች ይኖራሉና ይሄንን እንግዲህ በሚገባ ተጋፍጠን በተሻለ መጠን እኛ እውቀታችንን የምናዳብርበት ሂደት መኖር አለበት ማለት ነው። ስለዚህ እያንዳንዱን ነገር በተቻለ መጠን እንግዲህ ጥሩ በሚባል እውነት እንግዲህ በጣም አሪፍ በሆነ መንገድ የምንጠቀምበትና የምናውቅበት ሂደት ይኖራል ብዙ ነገሮች ማለት ነው። ስለዚህ ይህንን በተገቢ መንገድ የምንጠቀምበት ሂደት አለ ማለት ነው። እያንዳንዱን ነገር እንግዲህ በጣም በውሳኔና በአመለካከት ለውጥ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሙያዊ ክህሎት እንግዲህ የብዙ ነገሮችን ከሰው ጋር ልንጋጭ የምንችልባቸውንም ነገሮች በደንብ ከግንዛቤ ውስጥ አስገብተን የሆነ ነገር አስቶ ስናነሳ ወይም ደግሞ የሆነ ነገር እንግዲህ በአጋጣሚ የሆነው ሰው መጋጨት ይኖርህ ይኖርሃል እና ያንን ነገር የሆነ ነገር ብድግ ስናደርግ እንግዲህ አስቀምጥእሱን ብለው ሰዎች የሚነጥቁን ሂደት ማለት ነው። እንግዲህ ያን የሚያደርጉት ያው ከሰው ጋር ከባድ የሆነ ጥል ውስጥ እንዳንገባ ወይም ደግሞ ሰውን ድንገት በአጋጣሚ እንዳያሳስተን የሚጠነቀቅበት ሂደት ነው ማለት ነው። ስለዚህ እያንዳንዱን ነገሮች እንግዲህ በዚህ መልኩ በተገቢው መንገድ ጥንቃቄ ለራሳችን እንድናደርግ የምንነገረን ሂደት አለ ማለት ነው። እና ይሄንን እንግዲህ በተገቢው መንገድ ያው ብዙ ነገሮችን የማስቀመጥ ሂደት ይኖርብናል ማለት ነው። አንዳንድ ጊዜ ደግሞ ይሄን ብቻ ሳይሆን እንግዲህ ስልካችንን እና ራሳችንን አስቀምጥ የምንልበት ሂደት አለ ማለት ነው። ምክንያቱም ስልካችን በጣም ብዙ ጊዜ ስልካችን ላይ የምንቆይ ከሆነ ይሄንን እንግዲህ በጣም ጊዜያችንን ሊበላ ስለሚችል ስልካችንን በሚገባ ማስቀመጥ ላይ የምንወስንበት ሂደት ይኖራል ማለት ነው። ስለዚህ የማስቀመጡ ሂደት በጣም ለእኛ ትልቅ የሆነ ሀሳብና ሂደት አለው ማለት ነው። ስለዚህ ለእያንዳንዱ የማስቀመጥ ሂደት በጣም በጥሩ መንገድ እንግዲህ የምናይበትን የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የማስቀመጥ ሂደት በጣም ጥሩ በሆነ መንገድ እንግዲህ ስልካችንን በደንብ ማስቀመጥ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ የማስቀመጥ ሂደት ነው እንግዲህ በጣም ጥሩ በሚባል ነገር እንግዲህ የማስቀመጥ ያለብን ማለት ነው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩ ጥያቄ አማርኛ አልችልም የሚል ነው። እንግዲህ ያው አማርኛ በደንብ እችላለሁ ማለት ነው። እንግዲህ ጥሩ የሆነ ንግግር እናገራለሁ። እንግዲህ ያው በጣም በጥሩ ነገር እንግዲህ አማርኛ በደንብ አወራለሁ ወይም ደግሞ በደንብ እችልበታለሁ ማለት ነው። እንግዲህ አማርኛ አልችልም የምንልበት ሂደት ያው አልፎ አልፎ ባለማወቅ ወይም ደግሞ ቋንቋውን ባለመቻል ነው እንጂ አማርኛ ቀለል ያለ ቋንቋ ነው ማለት ነው። እንግዲህ በሚገባ አማርኛ ቀላል የሆነ የቋንቋ ሂደት ነው ብዬ ነው የማስበው። ምክንያቱም በቀላሉ ንግግር ማድረግ የሚቻልበት ሂደት ስላለ ይሄንንም ታሳቢ አድርጌ ነው እንግዲህ ይሄን ያልኩበት ምክንያት እንግዲህ በዋናነት ያው አማርኛን ስንመለከት ጥሩ የሆነ የንግግር ሂደትና አቅምን የምናይበት ሂደት አለ ማለት ነው። እንግዲህ የእያንዳንዱን የትምህርት ሂደትም ሆነ የትምህርት እውቀትን በደንብ የምንችልበት ሂደት የሚፈጠርበት እውነት አለ። አለና እንግዲህ ያው በተለያየ የቋንቋ የመለማመድ ህይወት ውስጥ ስንኖር እንግዲህ በዋናነት የምናውቃቸው ቋንቋዎች እንግዲህ በአካባቢያችን ያሉትን ወይም ደግሞ እኛ በሚገባ ብለን ያየናቸውን ነው ማለት ነው። በዋናነት የምናውቀው ማለት ነው ስለዚህ ይሄንን ደግሞ በጣም በጥሩ መንገድ የምናስብበት የምናሰላስልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የእውቀት ጥግን ደግሞ የእውቀት ሂደት ማለት ነው በጣም በተገቢው መንገድ የምንጠቀምበት ሂደት ስለሚኖር ለእያንዳንዱ ጥያቄ ላይ እያንዳንዱ መልስና ላይ እያንዳንዱ እውነት በቀላሉ በአካባቢያችን ባሉ ሰዎች ብቻ ስለምንሰማ ያው ለምሳሌ አማርኛ ከሆነ አማርኛ ብቻ የምንሰማበት ሂደት እና በደንብ የምንችልበት ሂደት አለ። እንግሊዘኛም ከሆነ እንግሊዘኛ ብቻ ኦሮምኛም ከሆነ ኦሮምኛ ብቻ የሚነገርበት ቦታ ላይ ስንሆን እንግዲህ ያው ያቺን ብቻ የምንይዝበት ሂደት አለ ማለት ነው። ከዛ በመቀጠል ያው ወደ ትምህርት ቤት ነው የምንሄደው ትምህርት ቤት ስንሄድ እንግዲህ ብዙ ነገሮችን የምናይበት ሂደት አለ እውነት አለ ማለት ነው። ምክንያቱም ትምህርት ቤት እንግዲህ ብዙ የአውቅናቸውን ብዙ የምናሰባስብበት የእውቀት ሂደት አለ ማለት ነው። ስለዚህ የምናሰባስበውን የእውቀት ሂደት በጣም በተገቢው መንገድ ልዩ የሆነ ሰዓት እና ልዩ የሆነ ጊዜ የምንጠቀምበት እውነት አለ ማለት ነው። ስለዚህ እያንዳንዱን ሂደት እያንዳንዱን እውቀት እያንዳንዱን ነገር ማለት ነው በሚገባ ለመሰብሰብ ያው እንዳልኩት ትምህርት ቤት እንሄዳለን እንግዲህ ከምናውቀው አንድ ቋንቋ ሲቀጥል ወደ ኦሮምኛ ልንሰማ አንችላል ወይም ደግሞ ኦሮምና ትምህርት ሊመጣ ይችላል ማለት ነው። እንግዲህ ከዛም ዘለል ሲል ደግሞ እንግሊዘኛ ይመጣል ማለት ነው እንግሊዘኛ እንግዲህ በጣም ከአንደኛ ጀምሮ የሚጀምርበት ሂደት ስላለ ያው ዋናው የሚመጣበት ሂደት ነው ማለት ነው። እንግሊዘኛ ቋንቋ ስለዚህ በጣም ጥሩ በሆነ መንገድ የቋንቋው የሚጀመርበት ሂደት ይኖራል ለምሳሌ እኛ ብንል በሚገባ ይጀምራል ማለት ነው። ስለዚህ በጊዜ ሂደት ያው እኛ በጣም አማርኛ ለምሳሌ ቦታ እንደው አማርኛ የሚያወሩ ቦታዎች ያደገ ልጅ እንግሊዘኛ ቋንቋዎችን ሲሰማ ያው ቀላል አድርገው ይዛል እንጂ እንዲሁ ይመለከታል እንጂ ያው የሚችለው ቋንቋ ስላለ ያን ያህል በደንብ አያጤንም ወይም ደግሞ ፎከስ አድርገው አይሰማም ማለት ነው። በጊዜ ሂደት ግን እያደገ እያደገ ሁሉ ነገር ወደ እንግሊዘኛ እየተለወጠ በሚመጣ ጊዜ ነው እንግዲህ በሚገባ ወደዛ መለስ ብሎ የሆነ ልምድና ጥሩ የሆነ ንግግርን የሚያደርገው ማለት ነው። ስለዚህ እያንዳንዱን የጊዜ ሂደት ደግሞ የጊዜ ነጻነት የሚያገኝበት ሂደት ስላለ ያን ሂደት ላይ በጣም በተሻለ መንገድ ጥሩ የሆነ የንግግርና የመግባባት ሂደትን በጣም በተገቢው መንገድ የሚያይበትና የሚደረግበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በጣም በተቻለ መጠን እንግዲህ ጥሩ በሆነ መንገድ የምናይበትና የምንሰማበት ሂደት አለ ማለት ነው። ስለዚህ እያንዳንዱም የሙያና የጥበብ የሆነ ስራዎችን በሚገባ በተሻለ መንገድ የምንሰራበት ሂደት አለ ማለት ነው። ስለዚህ የአማርኛ አልችልም የሚለውን ሂደት ያው እንግዲህ በሚገባ ባለንበት የኑሮ ሂደትም ደግሞ ባለንበት የማህበረሰብ ሁነት ላይ እንግዲህ ተመስርቶ ነው እንግዲህ የተለያዩ ቋንቋዎችን የምንችለው እና በጊዜ ሂደት ያው የሚለመድ ቋንቋ ማለት ነው። በቀላሉ የሚለመድ ነው ብዬ ነው የማስበው እኔ በተለይ በጣም በጣም ቀላል የሆነ በቋንቋ ነው እንግዲህ ስለዚህ ይሄን ቋንቋ በጣም በቀላሉ ስለሆነ በቀላሉ መልመድ የሚቻልበት ሁነት አለ ማለት ነው። እና በአጠቃላይ ጥሩ የሆነ የቋንቋ መለማመድ ሂደት እና የማወቅ ጉጉት ሲኖረን በጣም ብዙ መንገድ በትንሽ ጊዜ ማወቅና መረዳት ይኖርብና ማለት ነው። ስለዚህ የቋንቋ ሂደትን ደግሞ አማርኛ ቋንቋን በደንብ ለመልመድ እንግዲህ በጣም ቀላሉ መንገድ በድግግሞሽ መሞከር ነው ማለት ነው። እና ይሄንን ስናደርግ በጣም በቀላሉ ይታወቃል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ እግር ነው የሚለው እግር ያው እግር እንግዲህ ስንመለከት ያው እግር በሚገባ ሰዎች የሚራመዱበት የራሳችን የምንራመድበት ሂደት ማለት ነው እግራችን እንግዲህ ከቦታ ቦታ የምንቀሳቀስበት እንግዲህ ከምናስብበት ተነስተን ወደምንፈልግበት ሂደት የምንሄድበት በእግራችን በሚገባ የምንቀሳቀስበት አንዱ ከሰውነታችን አካል ውስጥ ዋነኛውና አንዱ ነው ማለት ነው። እንግዲህ እግራችንን ስንመለከት ያው ሚገባ እንቅስቃሴ ምናደረግበት እንዲሁ ደግሞ በተሻለ መንገድ ጥሩ የሆነ የእግር ሂደት ነው ወይም ደግሞ የእግር እንቅስቃሴን በተገቢው መንገድ የምናንቀሳቅስበት እና የተሻለ ለውጥ የምናሳይበት ሂደት ነው ማለት ነው። እግራችን እንግዲህ በሚገባ እግርን በምደምብ የምናቀሳቅስበት ሂደት እንግዲህ በዋናነት ለእያንዳንዱ እውቀት ወይም ደግሞ ለእያንዳንዱ ትምህርት እና ለእያንዳንዱ የአስተሳሰብ ሂደት ልዩ የሆነ የአመለካከት ለውጥ ይኖረዋል ማለት ነው። እና እንደ አጠቃላይ በጣም ከፍተኛ የሆነ የአመለካከት እና የሞያ ሂደት አለው ማለት ነው። እና በጣም በተቻለ መጠን እንግዲህ ጥሩ ነገሮች የምናስብበትና የምናቅድበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ጥሩ በሆነ መንገድ እንግዲህ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ ብዙ ነገር የምናይበትና የምንረዳበት ሂደት እንግዲህ በጣም ብዙ ነገር አለ እንግዲህ ያው በሚገባ ደግሞ ወደምንፈልግበት ቦታ ወክ እያደረግን የምንቀሳቀስበት ልዩ የሆነ የተፈጥሮ ስጦታችን እንግዲህ እግራችን ነው ማለት ነው። ስለዚህ እግራችንን በሚገባ ስናይ በተሻለ መጠን እንግዲህ የምንቀሳቀስበት እና በጣም ብዙ ነገሮችን ከግንዛቤ ከተን በሚገባ እያንዳንዱን ነገር በብዙ መንገድ የምንማርበት እና የምናውቅበት ሂደት እንግዲህ በጣም ትልቁ እንግዲህ እግራችን ነው ማለት ነው። እና እግራችንን እንግዲህ በጣም ጥሩ ጥሩ መንገድ የምናንቀሳቅስበት ሂደት አለና እግራችን እንግዲህ ትልቅ የሆነ ቦታ የሚይዝልን ነገር ነው ማለት ነው። ወይም ደግሞ ትልቁን እኛን አቅጣጫ የምንመራበትና የምን የምንጓዝበት ሂደት ነው ማለት ነው። እግራችን እና እንደ አጠቃላይ እግራችን በሚገባ ስንጠቀም ልዩ የሆነ የቦታና የጊዜ ሂደትን የምናይበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የእግራችንን የመጠቀም ሂደት ወይም ደግሞ የምንቀሳቀስበትን እግራችንን እንግዲህ በክብር ወይም ደግሞ በጥንቃቄ ያዘ ይኖርብናል ማለት ነው። በዋናነት ብዙ እርምጃዎችን ለምሳሌ ብዙ ኳስ ተጫዋቾችን ስንመለከት እንግዲህ በጣም ከሚታሰቡ በላይ ለመንቀሳቀስ ብቻ ሳይሆን በጣም ገቢ የሚያስገኝልን አካላችን ነው ማለት ነው። እግራችን እንግዲህ ኳስ ተጫዋቾችን ስናይ እንግዲህ ድንቅ ጥበባቸውን የሚለቁበት ወይም ደግሞ የምናይበት በእግራቸው ነው ማለት ነው። እግራቸው ምን ያህል ፍጥነትና ምን ያህል ክህሎት እንዳለው ስንመለከት በጣም የሚያስገርምና የሚያስደንቅ ሂደት አለው ማለት ነው። ስለዚህ እግራቸው ምን ያህል ውጤታማ ሊያደርጋቸው እንደቻለ እንግዲህ ከመራመድ በዘለለ ወይ ደሞ ከመንቀሳቀስ በዘለለ ትልቅ የሆነ የቢዝነስ ሂደት የሚሆንበት እውነት አለና እንደ አጠቃቀማችን ነው ማለት ነው። የትኛውንም ነገር አይምሮአችንንም በነገራችን ላይ በዚሁ ለመግለጽ ስንፈልክ አይምሮአችንንም በተጠቀምንበት ልክ የመስራት አቅሙ በጣም ሃርድ የሆነ ነገር ነው ማለት ነው። ስለዚህ ይሄንንም ከግንዛቤ መክተት ይኖርብናል ብዬ አስባለሁ። እና እንደ አጠቃላይ እግራችን በልዩ ሁኔታውን ወይም ደግሞ በጣም በጥሩ መንገድ ከተጠቀም ነው እንዳልነው እንግዲህ ለቢዝነስ አለም ወይም ደግሞ ለተለያዩ ለኳስ ጨዋታዎች ሊሆን ይችላል። እንዲሁ ደግሞ ለምሳሌ በቀላሉ እንኳን እግራችንን ስናይ የእግር ፍሬን የመኪና ውስጥ ገብተን የእግር ፍሬን ስንይዝ ወይ ደግሞ ነዳጅ ስንጨምር እንግዲህ ስናይ በጣም የሚገርም ነው ማለት ነው። በእግራችን በቀላሉ ማድረግ የምንችልበት ሂደት አለ እና እንግዲህ እያንዳንዱ የሰውነት አካላችን እኛ በደንብ አንረዳም እንጂ በጣም በብዙ መንገድ ጥቅሙን የሚገልጽበት ሂደት አለ ማለት ነው። ስለዚህ እያንዳንዱ ነገርም በተገቢው መንገድ የምንቀሳቀስበትና የምንናይበት ሁነት አለ ማለት ነው። ስለዚህ እያንዳንዱን ነገር በተሻለ አቅምና በተቻለ ልምድ ማለት ነው በደንብ ተግባራዊ አርግተን መንቀሳቀስና ብዙ ነገሮችን መማር ማለት ነው። በጣም ለኛ ትልቅ ነገር ነው ብዬ አስባለሁና እንደ አጠቃላይ የጥሩ የሆነ የአመለካከት እና የግንዛቤ ለውጥ እንዲኖረን በደንብ ማድረግ የኛ ድርሻ ይሆናል ማለት ነው። ስለዚህ ይህንን በደንብ አስበን በጥሩ መንገድ እንግዲህ መስራት እና ብዙ ነገሮችን መቀየር እንችላለን ማለት ነው። እና እንደ አጠቃላይ እንግዲህ እግራችን ምን ያህል ዋስትና እና ምን ያህል ጥቅም እንዳለው በተወሰነ መንገድ ለማየት ሞክረናል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው ቀጣዩ ጥያቄያችን እንግዲህ አይ የሚል ነው እንግዲህ ብዙ ነገሮችን ከዚህ ጋር ተያይዞ እንግዲህ መመልከት እንችላለን ማለት ነው። እንግዲህ አይ የሚለው ቃል እንግዲህ ስናየው በጣም ብዙ ነገሮችን የሚገልጽልን ማለት ነው እንግዲህ አይ የሚለው ጥያቄ ማለት ነው። እንግዲህ ከሰዎች ጋር ተለያዩ ቁርኝቶች የተለያዩ የውቅት ሂደቶችን የሚገባ አይተን የሚገባ ተረድተን እንግዲህ ያው አይ የሚለውን ወይም ደግሞ አንስማማም የሚለውን ነገር የሚገልጽልን ነው። አነጋገር እንግዲህ ከተለያዩ ሰዎች ጋር በተለያየ ሀሳብ ላይ ይሄ የምንነጋገርበት እና ሂደት ይኖራል ማለት ነው። ስለዚህ ያ የምንወያይበት እና የምንነጋገርበት ሂደት በተለያየ እውነት ውስጥ እንግዲህ የሚለዋወጥበትና የሚቀያየርበት ሂደት አለ ማለት ነው። እንግዲህ እያንዳንዱ የ የዚህ የሚለዋወጥበት ሂደት እንግዲህ በዋናነት ትልቅ የሆነ ምልከታና እይታን ይፈጥርልናል ማለት ነው። እና እንደ አጠቃላይ ትልቅ የሆነ የእያንዳንዱ የሙያና የክህሎት መጎልበስ መጎልበስን እና በተሻለ መጠን በተቻለ መጠን እንግዲህ የተሻለ ለውጥን ለማረግም ደግሞ ተሻለ ለውጥን በሚገባ ጥሩ ለማከናወን እንግዲህ በዋነኝነት እንግዲህ ስናይ ጥሩ የሆነ የአስተሳሰብ ለውጥ እና የአስተያየት አመለካከት ለውጥ እንዲኖረን ማድረግ በጣም ትልቁ የኛ ድርሻ መሆን አለበት ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ እውቀት በጣም መተገቢው መንገድ እንግዲህ የምናያቸው ነገሮች በጣም ጥሩ ናቸው መጥፎ ናቸው ለማለት እንግዲህ ብዙ ህይወት ሲወሰወሰ እንደዚህ ነው እንደዚህ ነው ሲለን አይ ብለን መመለስ ሲኖርብና ማለት ነው ምክንያቱም እያንዳንዱ ነገር እውነት ነው ማለት በዚህ ሰዓት አይቻልም ማለት ነው። ስለዚህ የተነገረንን እና የሰማነውን ሁሉ አዎ እንዲህ ነው እንዲህ ነው ከማለት ይልቅ አይ ስንል በጣም ብዙ ነገሮችን የምናተርፍበት ጊዜ ላይ ደርሰናል አሁን ላይ ማለት ነው። ምክንያቱም እያንዳንዱ ኢንፎርሜሽን ሂደቶች ወይም ደግሞ የንግግር ሂደቶች በጣም በብዙ መንገድ የተሰራጩ ብዙ ነገሮች መስመር እየሳቱ እየሄዱበት ያሉበትም ሂደት ስላለ ይሄንንም ደግሞ ከግንዛቤ ውስጥ ወስደን አየህ የምትለዋን ነገር በጣም ማዞተር ይኖርብናል ማለት ነው። ከሁኔታው አንፃር ማለት ነው እንግዲህ ይሄንን የምንለው ማለት ነው። ስለዚህ ይሄንን በደንብ የእውቀት ደረጃ ወይም ደግሞ የአንዳንዱን የአመልካከት ደረጃ በተቻለ መጠን በተቻለ መጠን ለየት አርግተን ጥሩ በሆነ መንገድ እንግዲህ በተቻለ አቅም እና በተቻለ ፍጥነት በጣም በጥሩ የሆነ መንገድ እንግዲህ መስራትና ማከናወን ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ የእውቀት ደረጃም ሆነ ለእያንዳንዱ የ አመለካከት ሂደት እንግዲህ በጣም በወሳኝነት እንግዲህ ስናይ በጣም በጥሩ ህመት ማለት ነው ለእያንዳንዱ እውቀትና ለእያንዳንዱ መልከታ በጣም በተቻለ መጠን ጥሩፍ የሚባል የግንዛቤና የአመለካከት ለውጥ ሊኖረን ይገባል ማለት ነው። ለእያንዳንዱ ጥቅም ለእያንዳንዱ እውነት ደግሞ ለእያንዳንዱ የምንጠይቀው ጥያቄ እንግዲህ በጣም ለኛ የማያስፈልገን ከሆነ አይ የሚለውን መልስ በጣም ለሲኦር ብላ ማለት ነው የምደጋገምበት የራሴ መክንያ ስትራቴጂ ነው። ብዙ ጊዜ እንግዲህ ከራሴ እንኳን ስንነሳ ያው በሚገባ እስኪ አንድ የሆነ ነገር እናስተካክል ይሄንን ይሄንን ብናደርግ ይሄንን አርገቢ እናገኛለን ብዬ በቃ እሺ ችግር የለውም ይሄን አልማ ገቢ ካለ ብዬ ስሞክረው ነው። ወይም ደግሞ ወደ ስራው ስገባ በጣም ኮምፕሬክስ የሆነና አስቸጋሪ ህልም ቁጥጥር የስራ ሂደት ስለሆነ የወደ ኪታራ የሚወስድ ሂደት በመሆኑ ይሄ እንግዲህ በጣም ያን ጊዜ አይብል ኖሮ በጣም ጥሩ ነገር አትርፍ ነበር ማለት ነው። ምክንያቱም አልፈልግም ይቅርብኝ አይ እኔ ይቅርብኝ ቢብል ኖሮ ይሄንን እንግዲህ በጣም ትልቅ የሆነ እድል የሚመስል ነገር ወደ አመድነት የሚቀይር ነገርን በጣም በሚገባ መቆጠብ ጥሩ ነገር ላይ ኤችላለው ማለት ነው። እና ከዚህ አንፃር እንግዲህ በጣም ነገሮችን ስንመለከት እያንዳንዱን የእውቀት እና የእያንዳንዱን የመረዳት እና የማስተዋል ሂደትን በተገቢው መንገድ ካስተካከለን ወይም ደግሞ በጥሩ መንገድ ከቀየርን ለእያንዳንዱ ነገር ተጠያቂነታችን በጣም ከፍተኛ የሚሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ጥያቄ እና ለእያንዳንዱ መረዳት እና ለእያንዳንዱ የሚሰጠን አስተያየት በሚገባ ጥንቃቄ አርግተን መጠበቅ ይኖርብናል ማለት ነው። ስለዚህ ብዙ ነገሮችን እንግዲህ ተረድተን ብዙ ነገሮችን አውቀን እና ብዙ ነገሮችን እያየን እና እየሰማን ማለት ነው በተቻለ መጠን ጥንቃቄ ልናደርግበት የሚገባ ሂደት ይኖራል ማለት ነው። ስለዚህ ለአጠቃላይ በሆነ መንገድ እንግዲህ በተቻለ አቅምና በተቻለ እውነት በጣም በጣም በጥሩ መንገድ ማለት ነው በጣም የምናስበው ልክ ማለት ነው ጥሩ በሆነ አካሄድ

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ እንገባለን ማለት ነው። እንግዲህ ቀጣዩን ጥያቄ ስንመለከት እንግዲህ ሀሙስ የሚል ጥያቄ ነው? በጣም ጥሩ እንግዲህ ያው እያንዳንዱን የቀናት ሂደቶች እንግዲህ በተገቢው መንገድ በቀስ በቀስ የተጠየቅኩ ነው ማለት ነው። እንግዲህ ሀሙስን ስንመለከተው በጣም ሀሙስ የቀን ቅዱስ ይባላል እንደውም በሀገራችን በጣም ደስ የሚል ቀን ነው ሀሙስ ማለት ነው ቀኝ ቀኝ የሚሆንበት ሂደት ነው። እውነት በነገራችን ላይ እኔም ብዙ ጊዜ ያየሁበት ሂደት አለ። እና ሀሙስ በጣም ደስ የሚል ቀን ነው ማለት ነው። እና በጥሩ መንገድ በጥሩ አስተሳሰብ እና በጥሩ አላማ ስንነሳ ለብዙ ነገሮች መፍትሄ ሆነን የምንቀሳቀስበት ደስ አለ። ሐሙስን እንግዲህ በጣም በተገቢው መንገድ ጥሩ እንደሆነና ግንዛቤያችንም በእሱ ላይ በጣም ጥሩ መሆኑንና ይህንን ደግሞ በጣም እያንዳንዱ የሀሙስን የገበያ ሂደትም ሆነ እያንዳንዱን የሙከራ ሂደትንም ሆነ እንደ አጠቃላይ በጣም ተረድተን አውቀንና ተገንዝበን በሚገባ ቀጣይነት ያለውን ስራ የምንሰራበት ሂደት ነው። ማለት ነው ሀሙስ እንግዲህ ያው ሀሙስ ላይ ስንደርስ እንግዲህ ድርጃችን ወይም ደግሞ ሀይላችን እንግዲህ ቀነስ እያለ የሚረጋጋበት ሂደት አለ። ሀሙስ ላይ ግን አረፍ ስንል ወይም አረፍ ሀሙስ ላይ ከች ስንል በጣም ሊዳከም ያለው ሀይላችን የሚጨምርበት ሂደት አለ ማለት ነው። ብዙ ሽያጮች የሚከናወኑበት ብዙ እንቅስቃሴዎች የሚደረጉበት ሂደት ነው በተለያዩ ገበያ ማዕከሎች ማለት ነው። ስለዚህ በጣም ወከባ የሚበዛበትም ሂደት ይኖራል። አልፎ አልፎና እንግዲህ በነገራችን ላይ ሀሙስ በትንሹም ገበያ ግን በጣም ጥሩ የሆነ እንቅስቃሴ የሚታይበት ቀን ነው ማለት ነው። እና ሀሙስን እንግዲህ በሚገባ በደስታ የማሳልፍት ቀን ነች ማለት ነው። ሀሙስ እንግዲህ ያው እንዳልኩትም እንደ ስሟ ሀሙስ የቀን ቅዱስ እውነትም የቀን ቅዱስ ነች ማለት ነው። እና ደስ የምትል ቀን ነች እንግዲህ ያው ከአርብና ከእሮብ መካከል ያለች ቀን ነች እንግዲህ ሀሙስ ማለት ነው። እና እንግዲህ ሀሙስ በሚገባ ስለ ስራዎቻችን ጥሩ የምትሆንበት ቀን እንደሆነች እኔ ተረድቻለሁ ተመልክቻለሁ ማለት ነው። ስለዚህ የሀሙስን በሚገባ መጠቀም ወይም ደግሞ በጥሩ መንገድ ማሳለፍ ሀሙስን በጣም ትልቅ የሆነ ጥቅም አለው ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ስራ ለማስራት እያንዳንዱን እውቀታዊ ይችል ለመተግበር እንግዲህ በሚገባ ሀሙስን መጠቀም በጣም ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የእውቀት ማስፊያውንም ደግሞ የእውቀት ደረያ በጣም በተገቢው መንገድ የምንሰራበትና የምናይበት የምንረዳበት ሁነት አለ ማለት ነው። ስለዚህ ለእያንዳንዱ እውቀት እና ለእያንዳንዱ ልምምድ ትልቅ የሆነ እንቅስቃሴና ሂደትን የምናደርግበት ሂደት ዋናኛ አለ ማለት ነው። ስለዚህ ሀሙስ እንግዲህ ቀን ላይ ስንደርስ የሳምንቱ መገባደጃ ቀን ነች ማለት ነው። ወይ ደግሞ መካከለኛ አካባቢ ላይ ያለች ቀን ነች ማለት እንችላለን። እንግዲህ ያው አራተኛዋ ቀን ነች እንግዲህ ከሰባቱ ቀናቶች እንግዲህ ሀሙስን ስናይ አራተኛዋ ቀን ነች ማለት ነው። እንግዲህ አራተኛዋ ቀን ስትሆን እንግዲህ በዋናነት ብዙ ነገሮችን የምንቀይርበት ብዙ ነገሮችን ሀሳባችንን የምንመለከትበት ሂደት ነችና ለእያንዳንዱ ነገር ለእያንዳንዱ እውቀት እና ለእያንዳንዱ ሁነት በጣም በተሻለ መጠን የምንሰራበትና የምናይበት ሂደት አለ ማለት ነው። እና እንደ አጠቃላይ በጣም ትልቅ የሆነ አመለካከት ለውጥ እንዲኖረን የምናይበት እና የምንመለከትበት ሁነት እንዳለ በተገቢው መጠን መረዳትና ማወቅ ይኖርብናል ማለት ነው። ስለዚህ እያንዳንዱን ነገር በተቻለ መጠን ስንጠቀመው እንዲሁም ደግሞ በተቻለ ሁነት እንግዲህ ስናይ ብዙ ነገሮችን ለመለወጥ እና ብዙ ነገሮችን ለማድረግ የተሻለ እውቀት እና የተሻለ ሂደት ማየት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ ሂደት በጣም በከፍተኛ ሁነት እንግዲህ የምንቀሳቀስበት ሂደት አለ ማለት ነው። ስለዚህ በጣም ትልቅ የሆነ እንቅስቃሴ የምናደርግበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ ግንዛቤና እውቀት የምንጨብጥበት ሂደት ስላለ እያንዳንዱን ነገር እንግዲህ በተገቢው መጠን ማድረግ ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ነገር ትልቅ የሆነ ግንዛቤና እውቀት ይኖር መኖር አለበት ማለት ነው። ስለዚህ ብዙ ነገሮችን ስንመለከት ለእያንዳንዱ ጥያቄና ለእያንዳንዱ ነገር የተሻለ እውቀትና ምርመር ሊኖረን ይገባን ማለት ነው። ስለዚህ ብዙ ነገሮችን እንቀይራለን ብዙ ነገሮችን እናውቃለን ማለት ነው። እና እንደ አጠቃላይ እንግዲህ ጥሩ የሆነ እንቅስቃሴ የምናደርግበት ቀን ነው ማለት ነው። ሀሙስ ማለት ነው እና ይሄን ይመስላል

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን እንገባለን ማለት ነው። እንግዲህ በዋናነት እንግዲህ ጥያቄያችን ስንመለከት ያው በተቻለ መጠን ብዙ ነገሮችን የምናይበት ሂደት አለ ማለት ነው። እና እንግዲህ እንደ አጠቃላይ ጥሩ የሆነ እንግዲህ የሙያ ክህሎትና የእያንዳንዱን የአስተሳሰብ ሂደት እንግዲህ በጣም በጥሩ መንገድ የምንቆይ የምናይበትና የምንረዳበት ሂደት አለ ማለት ነው። እንግዲህ እያንዳንዱን ነገር እያንዳንዱን ሁነት ደግሞ በደንብ ተረድተን ለመቀጠል እንግዲህ እያንዳንዱን የስራ ሂደትም ሆነ እያንዳንዱን የሙያ ሂደት በጣም በብዙ መንገድ የምናይበት ሂደት አለ ማለት ነው። ስለዚህ ወደ ጥያቄያችንም በደንብ ስንገባ እቅድ የሚለውን ጥያቄ ያነሳልና ለማለት ነው። እንግዲህ እቅድን ስንመለከት በጣም ትልቁና ትልቁ የሆነ እቅድ እንግዲህ ለሰው ልጅ ወሳኝና መሰረታዊ ከሆኑ ሁነቶች መካከል አንደኛው እንግዲህ እቅድ ነው ማለት ነው። በእያንዳንዱ የስራ ዘርፍ የስራ አለም ላይ ስናልፍ እንግዲህ እቅድ ሲኖረን በጣም ብዙ ሂደቶችን በጣም ብዙ አላማዎችን የምናሳካበት ሂደት አለ ማለት ነው። እና እቅድ እንግዲህ በጣም ትልቅ እና ትልቅ ዋስትና የሚሆንበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ እቅዳችን ለእያንዳንዱ እውቀታችን በጣም ትልቅ እና ትልቅ ቦታ ያለውና የምናይበትን እያንዳንዱን እውነት እንግዲህ በጣም በጥልቀት ገብተን እንግዲህ ህይወታችንን መስመር ለማስያዝ እንግዲህ ትልቅ እቅድ ያስፈልጋል ማለት ነው። ምክንያቱም ዝም ብሎ ከመኖር ይልቅ በሚገባ አንድ እቅድ ይዞ ጥሩ የሆነ የኑሮ ሂደትን ለማሳካት እንግዲህ በጣም በብዙ መንገድ መትጋትና መታገል በጣም ትልቅ የሆነ ውጤት የሚያመጣበት ሂደት አለና ስለዚህ ለእያንዳንዱ ነገር ትልቅ የሆነ እውቀት የምንሰበስብበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ሂደት እያንዳንዱን እውቀት እያንዳንዱን ሁነት እንግዲህ በጣም በተገቢው መንገድ የምንሰራበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሙያ ሂደትም ሆነ የእውቀት ደረጃ ትልቅ በሆነ የአስተሳሰብ ሂደት እና የሙያዊ ሂደቶች በጣም በቅጥ ተገቢው መንገድ የምንሰራበት ሂደት አለና ስለዚህ ለእያንዳንዱ ነገር ትልቅ የሆነ የምንሰራበትን የሙያ ክህሎት እንግዲህ በጣም በተገቢው መንገድ ብዙ ነገሮችን የምንቀይርበት እና ብዙ ነገሮችን የምንረዳበት ሂደት አለ ለማለት ነው። ስለዚህ ለእያንዳንዱ ነገር የተሻለ እቅድና እውቀት የምንይዝበትና የምንተነትንበት ሂደት አለ ማለት ነው። ስለዚህ በጣም በጣም በጥሩ በሆነ መንገድ እንግዲህ የምሰራውን ስራ በጣም በተገቢው መንገድ አውቀንና አቅደን በጣም በተቻለ መጠን የተሻለ እውቀትና ግንዛቤን መያዝ እና መረዳት ይኖርብናል ማለት ነው። ስለዚህ ለእያንዳንዱ እውቀታችን ለእያንዳንዱ ክህሎታችን ከእቅዳችን ጋር ተያይዞ በጣም ዋናኛ የሆነ አቅምና ክህሎት ሊሆነን የሚችለው እቅድ ማውጣታችን ነው። እንግዲህ በጣም በጣም በብዙ መንገድ እንግዲህ ስናይ እቅድ ማውጣታችን እንግዲህ በጣም ለእኛ ትልቅ የሆነ የጥያቄን የመመለስ እውነት ይፈጥራል ማለት ነው። ስለዚህ ለእያንዳንዱ ለጥያቄ እና ለእያንዳንዱ ሂደት በጣም በተገቢው መንገድ መልስ መኖር አለበት ማለት ነው። እና በሚገባ ለምናደርገው ለምንተገብረው ነገር በጣም ብዙ ነገሮችን የምንቀይርበትና የምናይበት ሂደት አለ ማለት ነው። ስለዚህ ብዙም ጊዜ እንግዲህ የተሻለ እቅድ የተሻለ እውቀት የተሻለ አላማ ሊኖረን ይገባል ማለት ነው። እንግዲህ በእያንዳንዱ የአመት ሂደቶች ውስጥም ደግሞ በጣም መጀመሪያዎቹ አመት ላይ እንግዲህ ብዙ ህዝባችን ደግሞ ብዙ ማህበረሰቡ እቅድ የሚያወጣበት ሂደት አለ ማለት ነው። እንግዲህ እቅድ ማውጣታችን ብቻ ሳይሆን በሚገባ ወደ ተግባር መግባታችንም እንግዲህ ትልቁን መስመርና ትልቁን ሁነት የምናይበት ሂደት አለ ማለት ነው። ስለዚህ በሚገባ የተሻለ እውቀትና የተሻለ ልምድ ላይ ተሞርኩዘን የተሻለ ነገርን መፍጠርንና የተሻለ እውቀትን ማየትና መተግበር በጣም ትልቅ የሆነ ለእኛ መሰረታዊ ከሚባሉ ሁነቶች አንዱ ነው ማለት ነው። ስለዚህ ይህንን እንግዲህ በተገቢው መንገድ መጠቀም ይኖርብናል ማለት ነው። ለእያንዳንዱ ሂደት ለእያንዳንዱ እውቀት እና ለእያንዳንዱ በጣም ብዙ ሂደቶችን እንግዲህ ስናይ ትልቅ የሆነ አመለካከታችን የመለወጥ ሂደት አለውና ይህንንም እንግዲህ በተገቢው መንገድ ጥሩ በሚባል መልኩ ለእያንዳንዱ ሂደት እንግዲህ በጣም የተሻለ ለውጥ የምናስመዘግብበት ወይም ደግሞ የምንሰራበት ሂደት አለ ማለት ነው። ስለዚህ በሚገባ እንግዲህ እያንዳንዱን ሂደት እያንዳንዱን ለውጥ ጥሩ በሆነ መንገድ መስራት እንግዲህ ትልቅ የሆነ ትልቅ ቦታ የሚያደርሰን ሂደት አለው ማለት ነው። ስለዚህ እንደ አጠቃላይ ይሄንን ይመስላል እንግዲህ ጥሩ የሆነ ገቢ የምናገኝበትም ሂደት

እሺ። በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው እንግዲህ ቀጣይ ጥያቄያችን የሚለን ያው እንግዲህ። አደጋ የሚል ነው እንግዲህ አደጋን ስንመለከት በተለያየ መንገድ አደጋ ያጋጥማል ማለት ነው። የሰው ልጅን ማለት ነው እንግዲህ በብዙ መንገድ የሰው ልጅ አደጋ አጋጥሞት ህይወቱ ሊያልፍ የሚችልበት ሂደት አለ ማለት ነው። እንግዲህ ለምሳሌ አክብር ስንመለከት በጣም በተለያዩ በህመም ሊሆን ይችላል። በተለያዩ ለምሳሌ በማሽከር በተሽከርካሪ አደጋዎች ሊሆን ይችላሉ በተሽከርካሪ አደጋዎች ሊሆን ይችላሉ። እንዲሁም ደግሞ በተለያየ ሰው ተጣልተው ሊሆን ይችላል እንዲሁ ደግሞ በጣም ብዙ በበሽታ ሂደት እንዳልኩት ሊሆን ይችላል እንዲሁ ደግሞ በተለያየ ሰው ሊገድል የሚችልበት ሂደት ይኖራል ማለት ነው። ሰውን እና እንግዲህ ብዙ አደጋዎች የሚገጥሙን ሂደቶች አሉ ማለት ነው። የሰው ልጅን እንደ አጠቃላይ ስናይ ማለት ነው እንግዲህ ያው ደስታም እንዳለ ሀዘንም እንዳለ በሚገባ ተረድተን ያው ብዙ ነገሮችን አድርገን መንቀሳቀስ የሚኖርብን ይመስለኛል ማለት ነው። ስለዚህ እያንዳንዱን እውቀትና የሰበሰበነውን ሂደት በጣም በብዙ መንገድ አይተን እንግዲህ እያንዳንዱን ትልቅ የሆነ ሙያና ክህሎት እንግዲህ በሚገባ ማየትና መረዳት ይኖርብናል ማለት ነው። እንግዲህ በዋናነት ብዙ ነገሮችን የምንቀይርበት እና ብዙ ነገሮችን የምንረዳበት ሂደት እንግዲህ በጣም በጣም በሰፊው የምናይበት ሂደት ይኖራል ማለት ነው። ስለዚህ እያንዳንዱን ነገር በተቻለ መጠን እንግዲህ በተቻለ እውቀትና በተቻለ አመለካከት እንግዲህ የተሻለ ነገር ለመስራት ብዙ ነገሮችን ከግንዛቤ መክተትና በምናውቃቸው ሂደቶች ላይ ብቻ ሁሉንም ነገር መተግበር ይኖርብናል ማለት ነው። እንግዲህ በህይወት ስንኖር እንግዲህ ለምሳሌ መታመም ይኖራል ማለት ነው እንግዲህ መታመም ጋር ተየይዞ ወደ ሞት የሚኬድበት ሂደት አለ ማለት ነው። በተለያዩ ህክምናዎች የማይድን ህመም ሆኖ ማለት ነው እንግዲህ ቤተሰብ እንግዲህ በተለያየ መንገድ ሊሞት ይችላል ወይንም እኛ ራሳችን ሊሆን ይችላል። ወይንም ደግሞ እንዲሁ ዘመድ ሊሆን ይችላል አጎት አገስት ብቻ እያንዳንዱ ሂደት ያው ማንኛውም ሰው ከሞት እንደማይቀረው ሁሉ በተለያየ ምክንያት የሰው ልጅ የሚሞትበት ሂደት ይኖራል ማለት ነው። እና እንደ አጠቃላይ ያው የፈጠረውን ፍጡር የሚወስደው ፈጣሪ ነውና በሚገባ ወደዛ የሚሄድበት ሂደት አለ ማለት ነው። እና አጠቃላይ እና በዋናነት እንግዲህ ይሄ አሁን የአደጋ ሂደት እንግዲህ በተለያየ ሁነት የሚመጣ ነው ለምሳሌ ያክል እንግዲህ በአሽከርካሪ አደጋዎች ስንመለከት በተሽከካሪ አደጋዎች እንግዲህ ስንመለከት አጋጣሚ በትንሽ ስህተት ወይም ደግሞ በትንሽ ሁነት ውስጥ አሽከርካሪው ሰውን የሚገጭበት ወይም ደግሞ ሰውን ህይወቱን እንዲያሳለፍ የሚችልበት ሂደት አለ ማለት ነው። ይሄ አሁን እንግዲህ በጣም ትልቅ የሆነ የሚያሳዝን ሂደት ነው ማለት ነው በጣም ለአንድ ደቂቃ የማትሞላ ሁነት ላይ በዛ አማካኝነት የዛ ሰው ህይወት ሊያልፍ ሊችል ይችላል እንዲሁ ደግሞ ወይን አካል ጉዳት ሊያጋጥሙ ይችላል ማለት ነው። እና እንዲሁም ደግሞ እንግዲህ ከዚሁ ጋር ከመኪና ጋር ተያይዞ እንግዲህ ወደ ገደል የሚገለበጥበት ሂደት ይኖራል ማለት ነው። በአጋጣሚ ሆኖ የመሸራተት ባህሪ አግቶ ወይም ደግሞ እንዲሁ መንገድ ስቶ ሊሆን ይችላል እና በሆነ አጋጣሚ ብቻ ወደ አልታሰበበት መንገድ ሄዶ በጣም የብዙ ሰዎች ህይወት የሚያልፍበት ሂደት አለ ማለት ነው። እና እንግዲህ በተለያየ መንገድ እንዳልኩት የሰው ልጅ ህይወቱ የሚያልፍበት ሁነት አለ። እና በዋናነት እያንዳንዱን የምንሰራቸውን ስራዎች እንግዲህ በጣም በተገቢው መንገድ እንግዲህ ስንሰራ ልክ እያንዳንዱን የሙያ ሂደት ወይም የትምህርታዊ ሁነቶችን በጣም በጣም ብዙ መንገድ የምንሰራበት ሂደት አለ ማለት ነው። እና እንደ አጠቃላይ ትልቅ የሆነ የእያንዳንዱን የሙያ የትንታኔ ሂደቶች እንግዲህ በሚገባ ስንሰራ ትልቅ የሆነ አመለካከት እና ትልቅ የሆነ እሳቤ ይኖረን ይገባል ማለት ነው። ስለዚህ እያንዳንዱን ነገር እንግዲህ በተቻለ መጠን በተግባራዊ ሁነት ወይም ደግሞ በተግባራዊ ሂደት መስራታችን እንግዲህ ትልቅ የሆነ ሂደት አለው ወይም ደግሞ የተሻለ ይሆናል ማለት ነው። እንግዲህ ማንኛውንም መግዛት ስናደርግ እንግዲህ በተቻለ መጠን ከህይዋችን ደግሞ ካስተሳሰባችን ብናደርግ የመጣው ነው ማለት ነው። ስለዚህ ይሄንንም በሚገባ ለመተግበር ይኖርብናል ማለት ነው። ስለዚህ ለእያንዳንዱ ሂደት ለእያንዳንዱ እውነታ ነገር በጣም በተገቢው መንገድ ብዙ ነገሮችን መስራት እና ብዙ ነገሮችን መተግበር ለእኛ ትልቅ የሆነ ምሳሌ የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን በተገቢው መንገድ ማየት ይኖርብናል ማለት ነው። እንደ አጠቃላይ እንግዲህ አደጋዎችን ለመከላከል ያው እንግዲህ ይሄ በሚገባ ጥንቃቄ የተኛውም እንቅስቃሴአችን ጥንቃቄ ብናደርግ የተሻለ ነው ብዬ አስባለሁ እና አጠቃላይ ስንመለከተው።

እሺ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄያችን ስንገባ ያው እንግዲህ በተለያየ ሂደት እንግዲህ ብዙ ነገሮችን እያየን ብዙ ወቅቶችን ብዙ ወሮችን እያየን ነው ማለት ነው። እንግዲህ አሁንም እንግዲህ የመጣ አለ እንግዲህ ያው ማርች ነው እንግዲህ ማርቼ እንግዲህ በሚገባ እንግዲህ ከፊታችን የሚመጣው ወር ነው ማለት ነው እንግዲህ አሁን ካለንበት ከተወሰነ በሶስት ወር በኋላ በጣም ትንሽ ሄድ የሚልበት ሂደት አለ ማለት ነው። ስለዚህ ይህ ወር የሚመጣበት ሂደት አለ ማለት ነው። እና እንግዲህ ይህንን ወር በሚገባ ስናይ እያንዳንዱን እንግዲህ የስራ ሂደቶችንም ሆነ የእያንዳንዱን የእውቀት ደረጃዎችን በሚገባ ስናይ ብዙ ነገሮች የሚለወጡበት እና ብዙ ነገሮች በስራ ሂደት የምናይበት ሂደት አለ እንግዲህ። እንግዲህ እያንዳንዱን ስንመለከት እንግዲህ ያው ብዙ ነገሮችን ተረድተን ብዙ ነገሮችን አውቀን በጣም በተቻለ መጠን እንግዲህ የምንሰራበት መጠን ነው ማለት ነው። እያንዳንዱ ነገር እንግዲህ በተግባራዊ ሂደት የምናደርግበት ሂደት አለ። እንግዲህ ያው እንግዲህ ማርች የምንለው እንግዲህ ወር ወደ አማርኛው ስናመጣው መጋቢት ነው ማለት ነው። እንግዲህ መጋቢት የሚለውን እንግዲህ ያው መጋቢት የኛ እንግዲህ ከትንሽ አሁን ጥር ነን የካቲት አሁን እንገባለን ከዛ የካቲት ያው ጥር የካቲት መጋቢት እናም እንግዲህ ቅርብ ነው ማለት ነው። መጋቢት እና እንግዲህ ያው ማርች ማለት መጋቢት ማለት ነው እንግዲህ መጋቢት ማለት ወር እንግዲህ በጣም የአየር ንብረቱ ከነበረበት ሁነት የተሻለ መንገድ ተለውጦ ወደ አየር ንብረቱ ወደ ልክ ወደ ብላጊ የሚገባበት ሂደት ነው ማለት ነው። ምክንያቱም በጋው ወደ እያለፈ እያለፈ የሚሄድበት ሂደት አለና ከበጋው አለፍ ሲል ደግሞ ወደ ክረምቱ ወይ ወደ ብላጊው የሚሄድበት ሂደት ነውና እንግዲህ ማርች ያው መጋቢት ላይ በሚገባ የ የአዝመራ ሂደት ወይም ደግሞ የተለያዩ የበላጊ ሂደቶች የሚዘሩበት ሂደት ነው በሚገባ ዝናብ የሚዘምብበት ሂደት ነው ማለት ነው። ስለዚህ ይህ ሙሉፍ በጣም በጥሩ መንገድ የምንሰማበት የምንረዳበት የምናውቅበት ሂደት አለና እንግዲህ በዚህ ወር ላይ በጣም ብዙ ነገሮችን መስራትና ማንኛውንም ነገር የማድረግ ሂደት እንችላለን ማለት ነው። ስለዚህ በዚህ ወር ላይ በጣም በጉጉት የምንሰራውን ደግሞ የምናደርገውን ነገር በጣም በሚገባ መመልከት ይኖርብናል ማለት ነው። እንግዲህ እያንዳንዱን እውነት ስንመለከት እንግዲህ በእያንዳንዱ የወራት ሂደቶች ውስጥ ማለት ነው በጣም በጣም ትልቅ የሆነ እንቅስቃሴ ያለው ወር ነው ማለት ነው። እንግዲህ ማርች ማለት ነው ወይም መጋቢት ማለት ነው እንግዲህ ያው የአየር ንብረቱ በጣም እንግዲህ በጋ ከሆነ ቆይቶ ቆይቶ ያ ወር ላይ በዚህ ወር ላይ በጣም በሚገባ ዝናቡን የሚያጥለቀልቅበት የገጠራማው ስፍራው በጣም በደስታ ወደ ስራ የሚገባበት ሂደት አለ ማለት ነው። እንግዲህ ያው ብዙ ጊዜ ገጠር ስላሳለፍኩ አልረሳሁም ማለት ነው። ሲዘንብ ያለውን ደስታ ምክንያቱም ገበሬው አርፎ አርፎ ወይም ደግሞ የአምራቹ ወይም ደግሞ አርሶ አደሩ እንግዲህ አርፍ ብሎ ወደ ስራ የሚነሳበት ሂደት አለ ማለት ነው። እና እንግዲህ እንደ አጠቃላይ ይሄን እንግዲህ በሚገባ የምናይበት ሂደት አለና እንደ አጠቃላይ ጥሩ የሆነ እንቅስቃሴ የምናደርግበትን ነገር በጣም በሚገባ ፈጥረን ችላ ባለማለት እንግዲህ ብዙ ነገሮችን የወራት ሂደቶችን እያየን ጥሩ ነገሮችን መስራት የሚኖርብን ሂደት አለና ይሄንን ታሳቢ አርግተን በሚገባ ብዙ ነገሮችን መስራት እና በጣም አቅማችንን ማደራጀት የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር ጥሩ በሆነ መንገድ እና በሚገባ የምናስተዳድርበት እና የምንሰራበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ነገር በተገቢው መጠን ጥሩ የሆነ ሂደት አለው ማለት ነው። እና እንደ አጠቃላይ የተሻለ እውቀት እና የተሻለ ልምድ ስንመለከት በጣም በብብዙ ሁኔታዎች ውስጥ ማየት እና መመልከት የምንችልበት ሂደት አለ ማለት ነው። ስለዚህ ለእያንዳንዱ ነገር ለእያንዳንዱ እውቀትና ለእያንዳንዱ የስራ ሂደት በጣም በተገቢው መንገድ ብዙ ነገሮችን የማስተዋል እና የመስራት አቅሙን በጣም ከፍተኛ መሆን አለበት ማለት ነው። እና እንደ አጠቃላይ የተሻለ ለውጥ እና የተሻለ ግንዛቤ ይዘን እንድንንቀሳቀስ የሚያደርገንም ትልቁን የእውቀት ደረጃን በደንብ ማየትና መመርመር ይኖርብናል ማለት ነው። እና እንደ አጠቃላይ ይሄንን ግንዛቤ ውስጥ ከተን በጣም በተቻለ መንገድ እንግዲህ መስራት ይኖርብናል ማለት ነው። በጠቅላላ አርገተን ስናየው ይሄን ይመስላል

እሺ እንግዲህ በጣም ጥሩ። ወደ ቀጣዩ ጥያቄ እንግዲህ ገብተናል ማለት ነው። ያው እንግዲህ ጥያቄዎችን በሚገባ ያየናቸው እየተረዳኋቸው ያሉበት ሂደት አለ ማለት ነው። እንግዲህ ወደ ቀጥታ ጥያቄ በድጋሚ ተመልሻለሁ ማለት ነው። እንግዲህ ይሄ ጥያቄው ስጋ ይላል ያው ስጋ እንግዲህ ስንመለከት ስለ ስጋ ስናወራ በጣም ብዙ አይነት የስጋ አይነቶች አሉ ማለት ነው። እንግዲህ ያው በሚገባ የምንጠቀማቸው የስጋ ሂደቶች አሉኝ ደግሞ በጣም ብዙ አይነት እንስሳ ስጋዎች አሉ ማለት ነው። ለምሳሌ የአገርኛ ያው ነው የሚገባ የምንጠቀመው የከብት ስጋ ነው ማለት ነው። እንግዲህ የከብት ስጋ ደግሞ የበሬ ስጋ ማለት ነው እንግዲህ የበሬ ስጋ በጣም በሚታሰበው ልክ በሬ እንግዲህ በሚገባ የበሬ ስጋ እንጠቀማለን ማለት ነው። እንግዲህ ያው የበሬ ስጋ እንግዲህ በጣም ትልቅ የሆነ ጣዕም ያለው በጣም ደስ የሚል የከብት ስጋ ነው ማለት ነው። እንግዲህ በጣም በጣም ጥሩ የሆነው የ እንስሳ ስጋ አለ ማለት ነው። እንግዲህ ያው ይህ የእንስሳ ስጋ እንግዲህ በጣም ልዩ ልዩ የሆነ ጥሩ በሚባል መንገድ በተሻለ አቅም እና በተሻለ ሁኔታ በጣም እያንዳንዱ የ ስጋው ጥራት እንግዲሁም ደግሞ በጣም ከየሀገሪቱ የሚለያይ ከየክልል ከተሞች የሚለያይበት ሂደት አለ ማለት ነው። እንግዲህ የስጋ ሂደትን ስናይ እንግዲህ በጣም ብዙ በሀገራችን የእንስሳ የከብት እንስሳ በጣም በደንብ ስላለ በሚገባ እንግዲህ ስጋ የሚተረድበት ሂደት አለ ማለት ነው። እንግዲህ በሀገራችን ውስጥ ስንመለከት እንደየቦታው የስጋው ሂደት የሚለያይበት እውነት አለ ማለት ነው። ይሄ የሆነበት ምክንያት ደግሞ የአየር ንብረቱ ነው ማለት ነው። እንግዲህ በጣም ልዩ የሚያደርገው ማለት ነው ለምሳሌ ያክል እንግዲህ ስናይ ወደ ሀረር በኩል ስናይ እንግዲህ በጣም ልዩ የሚያሳዝኑ በጣም በጣም ከፍተኛ ጮማ ያላቸው በሮች አሉ ማለት ነው በጣም ጥልቅ ትልቅ ማለት ነው። እንዲሁም ደግሞ ወደ አርሲ በኩል ስናይ ወደ አልሲሮቤ በኩል እንግዲህ ደግሞ ስንመለከት በጣም እንግዲህ በሬዎቹ ያው ቁመትና ግዝፈት ቢኖራቸው እና በደንብ ቢወፍሩም ስብሃት የላቸውም ማለት ነው። እንግዲህ አሁን የአየር ርብረቱ ነው ማለት ነው። ወደዛ ወደ እዚህ በኩል በጣም አየሩ ተመጣጣኝ የሆነ ነው ማለት ነው። ወደዛ ደግሞ በጣም ከሚታሰበው በላይ ወደ ሀረር አካባቢ በጣም ትልቅ የሆነ ሙቃት ያለበት ቦታ አለ ማለት ነው። እንዲሁ ደግሞ በሀገራችን ትልቁና ትልቁ ከብት በጣም የሚደልበትን ቦታ እንግዲህ ስንመለከት ጅሩ የሚባል ቦታ በጣም በጣም ትልቅ የሆነ የገብት እርባታ ያለበት የአማራ ክልል በኩል ነው ያለው ቦታው እና እንግዲህ በጣም ከብቶች በጣም ከሚታሰቡ በላይ የዛ የሚረቡበት ሂደት አለ ማለት ነው። እንግዲህ የጀርብብ የሚባለው ቦታ ጋር ማለት ነው። እና ከዚህ ጋር ተያይዞ እንግዲህ ትልቅ የሆነ የከብቶች እርባታና የክብቶች በጣም የመደለብ ሂደትን እንግዲህ አስመልክቶ በጣም ልዩ የሆነ መንገድ እንግዲህ ሰዎች በተሻለ መጠን የተቻለ አቅማቸው ልክ የተቻላቸውን የስራ ሂደት እና የእያንዳንዱን የሚሰሩትን በሚገባ የሚያዩበትና የሚረዱበት እውነት አለ። እና ስለዚህ ለእያንዳንዱ ስራቸው ትልቅ የሆነ የእንስሳት የእንስሳት ሂደቶችን የሚጠቀሙበት ሂደት አለ። እንግዲህ እና በእያንዳንዱ ቦታዎች ላይ በሚገባ እንግዲህ ወደ በረሃ ያሉ እንስሶች እንግዲህ በጣም ሰውነታቸው ራሱ የከሳ ቢሆን የተሻለ ትልቅ የሆነ አቅምና ጉልበት የሚያገኙበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የከብት እንስሳ ወይ ደግሞ የቆሙ ከብቶችን ስንመለከት በጣም በከፍተኛ ሁኔታ በከፍተኛ እድገት እና በከፍተኛ ለውጥ ማለት ነው። በጣም በብዙ መልኩ እየተሻለ የከብት የመደለብና በጣም በትልቁ የማደግና በጣም በሚገባ የመወፈር ሂደት አላቸው ማለት ነው። እና በሚገባ እንግዲህ ስንመለከት እያንዳንዱ የ የስጋ ከብቶች እንግዲህ በጣም ልዩ የሚሆኑበት ሂደት አለ ማለት ነው። እንግዲህ እንዲሁም ደግሞ ከዚህ ጋር ተያይዞ ስጋ እንግዲህ ስናይ ያው እንግዲህ በትንሹ የምትሆን ዶሮም አለች እንግዲህ ያው አሪፍ የሆነ ተሰርታ የምትበላ ማለት ነው። እና እንደ እንደ አጠቃላይ ትልቅ የሆነ የእንስሳ መኖ ነው እንግዲህ ደግሞ የእንስሳ ስጋ ነው በጣም ትልቅ እና ትልቅ የሚሆንበት ሂደት ማለት ነው። ስለዚህ እያንዳንዱን የእንስሳት ጋር ለምሳሌ የላም ወይም ደግሞ የመሲና የምትባል የላም ስጋም አለ ማለት ነው። እሱ እንግዲህ በጣም ጮማ የሚሆንበት ሂደት አለ ማለት ነው። ስለዚህ በብዙ መንገድ ስናይ እያንዳንዱ ጥሩ የሚባል የስጋ ጮማነት ያላቸው ከብቶች አሉ ማለት ነው። ጠቅላላ አርግተን ስናይ እና እንደ አጠቃላይ ይህን ይመስላል እንግዲህ በሚገባ ስናየው ማለት ነው። እና

እሺ እሽ በጣም ጥሩ እንግዲህ ወደ ቀጣዩ ጥያቄ ስንገባ እንግዲህ ያው ጥሩ ጥያቄዎችን እያነሳን እንገኛለን ማለት ነው። እንግዳ ቀጣዩን ጥያቄ? ስናይ ፋይል የሚል እንግዲህ ፋይል እንግዲህ ስናይ ያው ፋይል በተለያየ መንገድ የምንልክበት ሂደት አለ ለሰዎች ማለት ነው። እንግዲህ ፋይል ስንል የተደራጀ የተጻፈ ነገር ማለት ነው ወይም ደግሞ በሰነ ስርዓት ተቀምጦ በአንድ በኩል በአንድ አፕሊኬሽን ላይ ተቀምጦ በሚገባ ለሰዎች የምንልክበት ሂደት ማለት ነው። እና እንግዲህ በሚገባ ሰዎች ስንልክ የተሻለ እውቀት እና የተሻለ ልምድ ያላቸውን የተለያዩ ፋይል ሂደቶችን በሚገባ የምንጠቅምበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የፋይል ሂደት እንግዲህ በሚገባ የምንጠቀምበትና የምንሰራበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ስንመለከት እንግዲህ ጥሩ የሆነ የ አያያዝና አጻጽፍ እንግዲህ እንዲሁ ደግሞ አላለክ በሚገባ መተንተንና መረዳት በሚገባው ይኖርብናል ማለት ነው። ስለዚህ ፋይል እንግዲህ ስንመለከት አንድ ወጥ የሆነ ለሰዎች ልንልክ የፈለግነው እያንዳንዱን ሙሉ መረጃ የሚልክልን ወይም ደግሞ መረጃ የሚሰጥልን ማለት ነው። እንግዲህ እንዳጠቃላይ ጠቅለል አድርገን ስናየው እንግዲህ ሙሉ መረጃን ስናይ ይሄ እንግዲህ እያንዳንዱን ለእኛ የሚያስፈልገውን የመረጃ ሂደት እንግዲህ በሚገባ የሚልክልን ማለት ነው። እንግዲህ በዋነኝነት እንግዲህ ስናይ ፋይል በተለየ መልኩ የሚዘጋጅበት ሂደት ይኖራል ማለት ነው። ለአንድ ለአስፈላጊ እውነት ወይም ደግሞ ለምንፈልገው ሂደት ማለት ነው። በሚገባ እንግዲህ ፋይሉን አሳምረን ለሰዎች የምንልክበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የፋይል ሂደት ወይም ደግሞ እያንዳንዱን የስራ ሂደት በተገቢው መንገድ የምናስተናግድበትና የምንሰራበት ሂደት አለ ማለት ነው። ስለዚህ ፋይላችንን በተገቢ መንገድ ስንመለከት ልዩ የሆነ የአሰራር ሂደትም ይኖረዋል ማለት ነው። ስለዚህ ይሄንን በጣም በጥሩ በሆነ መንገድ በተሻለ አቅምና በተሻለ ለውጥ በጣም በሚገባ የምንሰራበት ሂደት አለ ማለት ነው። ስለዚህ እያንዳንዱን ፋይል በተገቢው መንገድ እንግዲህ የምንልክበት ሂደት ይኖራል ለሰዎች ማለት ነው። እና እንደ አጠቃላይ ደግሞ በተቻለ መጠን እንግዲህ እኛን የሚጠቅስ ከሆነ ለምሳሌ በአንድ ትምህርት ወይም ደግሞ በአንድ የትምህርት ሂደት ላይ በአንድ ትልቅ የሆነ የስራ ሂደት ላይ ከሆነ ያ ፋይል ተመርኩዞ እሚዘጋጀው እንግዲህ ሙሉ በሙሉ ከነ ውጤቱ ከነገር ሄዶ አንድ ላይ ከነ የተማረበት ዩኒቨርሲቲም ሊሆን ይችላል። እያንዳንዱን ኮሌጅ ሊሆን ይችላል እያንዳንዱን ነገር ከሀይስኩል ጀምሮ የተማረውን ትምህርት እያንዳንዱን ከስር እስከ መሰረቷ አንድ ላይ ተጨምሮ ነው። እንግዲህ ፋይል ተደርጎ በሚገባ የአንድ ሰው ፋይል ስናይ ልንይ ስንል እናይ እንይ ብለን ስናስብ እንግዲህ በሚገባ ምንም የሚቀር ነገር የለም ማለት ነው። እያንዳንዱ ነገሮች በአንድ ላይ ተሰባስበው የሚጽፉበትና የሚቀመጡበት ሂደት አለ ማለት ነው። ስለዚህ ይሄንን እንግዲህ በተገቢው መንገድ መጠቀም የምንችልበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የፋይል ሂደትም እንግዲህ ስንመለከት በጣም ጥሩ የሆነ የአጻጽፍ እና የተግባራዊ ሂደቶችን በጣም በተገቢው መንገድ በተገቢው መንገድ የምናይበትና የምንረዳበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የፋይል ሂደት በጣም ጥሩ በሆነ እንግዲህ ተረድተን ብዙ ነገሮችን የምናይበትና የምንረዳበት መንገድ አለ ማለት ነው። ስለዚህ የእያንዳንዱን ፋይል በጣም በተገቢው መንገድ እንግዲህ በልዩ ሁኔታ የምናስቀምጥበት ሂደት አለ ማለት ነው። ስለዚህ እንግዲህ ጥሩ የሆነ የእውቀትና የአስተሳሰብ ለውጥ እንግዲህ ሲኖረን በጣም በተሻለ መጠን እንግዲህ እያንዳንዱን ልምድና ክህሎት እንግዲህ በተገቢው መንገድ መስራት እና የእያንዳንዱን የሙያ ሂደት በጣም በተገቢው መንገድ ማከናወን ትልቁ ድርሻችን የሚሆንበት ሂደት አለ ማለት ነው። ስለዚህ ይሄንን ታሳቢ አድርገን በጣም በልዩ ሁኔታ እንግዲህ የተሻለ አሰራር ሂደትን መስራት እና መተግበር ይኖርብናል ማለት ነው። ስለዚህ እያንዳንዱን የሙያ ሂደት አች አችንን ጥሩ በሆነ መንገድ እንግዲህ መስራት ይኖርብናል ማለት ነው። ስለዚህ እያንዳንዱን ለሰዎች ልንልክ የምንፈልገውን ፋይል እንግዲህ በጥራት ጽፈን በጥራት እንግዲህ እያንዳንዱን ዲቴል መረጃውን ሙሉ ሙሉ እንግዲህ ለሚያስፈልገው አካል ወይም ደግሞ ለተፈለገበት የስራ መስክ ላይ የመስሪያ ቤት ሊሆን ይችላል የግል የግል የድርጅት ሊሆን ይችላል እንዲሁም ደግሞ የመንግስት ሊሆን ይችላል ማለት ነው። ስለዚህ የትኛውም ቦታ ነው መቀጠር የፈለገ ሰውም ከሆነ በሚገባ እያንዳንዱን ያለፉበትን ሂደት እንግዲህ በሚገባ የሚጻፍበት ሁነት አለ ማለት ነው። ስለዚህ እንደ አጠቃላይ የፋይን ላጻጽፍ ሂደታችን በሚገባ ይሄንን አስመልክቶ መሆን አለበት ማለት ነው። እና እንደ አጠቃላይ ይሄንን ይመስላል እንግዲህ ጠቅለል አድርገን ስናየው ማለት ነው። እና

እሺ በጣም ጥሩ እንግዲህ ወደ የሚቀጥለው ጥያቄ ስንገባ እንግዲህ ያው እንግዲህ ጥያቄያችን እንደምን አደሩ የሚል ጥያቄ ነው እንደምን አደሩ የሚል ጥያቄ ነው? እንግዲህ ያው እንደምን አደሩ ስንባል እግዚአብሔር ይመስገን እንላለን ማለት ነው እንግዲህ በሚገባ የፈጠረን አምላክ ነው በሚገባ በጤንነት ያሳደረን ማለት ነው ስለዚህ እግዚአብሔር ይመስገን እንላለን ማለት ነው። እንግዲህ ያው በጣም በጥሩ የጥያቄ ሂደቶች እንግዲህ በጣም አሪፍ ናቸው ማለት ነው። እና እንግዲህ እንደምን አደሩ የሚለው እንግዲህ ብዙ ሰዎችን ከሚኖሩበት አካባቢ ከሚኖሩበት ማህበረሰቡና ከሚኖሩበት የባህል ወግና ሃይማኖት እንግዲህ በሚገባ የምናናግርበት ሂደት ነው ማለት ነው። እንግዲህ እንደምን አደሩ የምንለው ሁሌም ሲሆን እንግዲህ ጠዋት ጠዋት ስሆን ብቻ ነው ማለት ነው እንግዲህ ያው እንደምን አደሩ ማንኛውንም ሰው የምንልበት ሂደት አለ ሂደት አለ ማለት ነው። እንዲሁም ደግሞ ይህን የምንልበትም ልዩ ልዩ እውነቶች አሉ ማለት ነው። እንግዲህ ያው በሚገባ ገና ወጣት የሆነ ሰው ከሆነ የምናናግረው ወይም ደግሞ ጠዋት ላይ አግኝነው እንደምን አደርክ እንለዋለን ማለት ነው። እና እንዲሁም ደግሞ ያው በእኛ እኩይ አለፍ ብለው ወጣት ነክ ይሆን ማለት ነው እህት ወንድሞቻችን እህቶቻችንም ከሆኑ እንደምን አደርሽ እንላለን ማለት ነው። እንዲሁ ደግሞ ከዚህ አለፍ ብለን እድሜያቸው በጣም የገፋ እና ትልቅ ሰው በጣም ከሆኑ ወደ ማርጀት አካባቢ የተቃረቡ ሰዎች ከሆኑ ለምሳሌ ወንድ ከሆኑ እንደምን አደሩ እንላለን ማለት ነው። አሁን ልክ እንደ አሁኑ እንደ ጥያቄው ማለት ነው እንደምን አደሩ እንላለን ማለት ነው። እና እንዲሁ ደግሞ እናታችን ሆኖ ወይም ደግሞ ትልቅ እድሜ ላይ የሆኑ እህቶቻችን ከሆኑ ደግሞ እንግዲህ ያው እንደምን አደሩ እንላለን ያው ሁለቱም ይሄ የተመሳሰለ ነገር ነው ያው አክብሮት ሂደት ነው። ያው እቺ መጨረሻ ላይ እንደምን አደሩ አደሩ የምንለው እንግዲህ ያው እንደምን አደሩ የምንለው ያ ታዲያ ወጣት ደረጃ ሲሆን ደግሞ እንደምን አደርክ ነው ይሄኛው ደግሞ አደሩ የሚለው ነው እንግዲህ ያው መጨረሻ ላይ ነው ይሄ እንግዲህ በጣም የክብር ሂደት ነው ምክንያቱም እነኛ ሰውዬ ለዛ እድሜ ለበቁት ሂደት በሚገባ ክብር ልንሰጣቸው ይገባል ማለት ነው። እኛን በሚገባ ሁለት ሶስት ጊዜ ወልደው ሊያደርሱ የሚችሉ ሰዎች ስለሆኑ በሚገባ ክብር ልንሰጣቸው የግድ ይላል ማለት ነው። እንግዲህ ከዚሁ ጋር ተያይዘው እንግዲህ ያው እዚህ ጋር ከጀመርን አይቀርስም ወደ ምሳል እና ራትም ሰዓት ላይ ብንሄድ ጥሩ ነው የሚመስለኝ ማለት ነው። እንግዲህ እኔ ደግሞ ሰዓት ላይ እና ማታ ማለቴ ነው እንግዲህ ያው እንዳልኩት እንደምን አደር የሚባለው ቁርስ ሰዓት ላይ ጠዋት ነው ማለት ነው። እንግዲህ ወደ እረፋድ ላይ እንግዲህ ያው ወደ ስድስት ሰዓት አካባቢ ላይ ሲቃረቡ እንግዲህ ሰዓቱ ሰዓቱ ያን ጊዜ ደግሞ እነኚህ ነው ለምሳሌ ሽማግሌዎቹን ስናገኝ ምን እንላለን እንግዲህ እንደምን ዋሉ እንላለን ማለት ነው። ወደ ልክ ስምንት ሰዓት ሰባት ሰዓት አካባቢ ሲደርስ ማለት ነው በቅድሚያ ደግሞ ወደ አራት ሰዓት አካባቢ ላይ እንደምን እንደምን አረፈዱ እንላለን ማለት ነው። ከእንደምን አደሩ ወደ እንደምን አረፈዱ እንላለን ማለት ነው። ከዛ ደግሞ በሚገባ ወደ ስምንት ሰዓት አካባቢ ላይ ሲደርስ ደግሞ ወደ ዘጠኝ ሰዓት ሲሆን ስናገኛቸው አጋጣሚ እንደምን እንደምን እንደምን ዋሉ እንላለን ማለት ነው። መጀመሪያው እንደምን አደሩ እንላለን ከዛ እንደምን አረፈዱ ከዛ ሲቀጥል ደግሞ እንደምን እንደምን ዋሉ እንላለን ማለት ነው። ከዛ ደግሞ ወደ መጨረሻ ላይ ወይም ደግሞ ማታ አመሻሽ ላይ ስናገኛቸው ምን እንላለን እንግዲህ አመሻሻ ላይ ሲሆን ደግሞ መሸት ሲለው ወደ አንድ ሰዓት ምናምን ሲቃረብ እንደምን አመሹ እንላለን ማለት ነው። እንግዲህ ያው እነኛ አሁን በዚህ በቀን ውስጥ እንግዲህ ያልናቸው ሶስት አራት ነገሮች ናቸው ማለት ነው። ለማስታወስ ያህል የመጀመሪያው መጀመሪያ ላይ የምንለው እንግዲህ ያው እንደምን አደሩ እንላለን ከዛ ረፋድ ላይ ደግሞ እንደምን አረፈዱ እንላለን ከዛ ወደ ስምንት ሰዓት አካባቢ ላይ ደግሞ ከሰአት አካባቢ ሲቃረብ እንደምን ዋሉ እንላለን ማለት ነው። ማታ ላይ ወደ አንድ ሰዓት ሲሆን ደግሞ እንደምን አመሹ እንላለን ማለት ነው እንግዲህ በዚህ መንገድ ሰዎችን ትልቅ ክብር የምንሰጥበት ሂደት አለ ማለት ነው። ስለዚህ እያንዳንዱን የሰው ልጅ ሲባል በሚገባ ክብር መስጠት ይኖርብናል ማለት ነው። ስለዚህ ክብር በደንብ በደንብ ያስፈልጋቸዋል የሰው ልጆች ሲባሉና እያንዳንዱን ክብር መስጠት ይኖር ብላል በተለይ ከእኛ እድሜ በላይ ያሉ ሰዎችን ትልቅ የሆነ ክብር ልንሰጥ ይገባናል ማለት ነው። እና እንደ አጠቃላይ ይሄን ይሄ ይመስላል ማለት ነው እንግዲህ ጠቅላላ አድርገን ስናየው ክብር መስጠት በጣም ይኖርብናል ታላላቅ ሰዎች ማለት ነው። እና እንደ አጠቃላይ ይሄን ይመስላል እንግዲህ ያው በሚገባ ይሄን ማየት እና መጠንጠን ይኖርብናል ማለት ነው። ስለዚህ ለዚህም ነው በደንብ የተነተንኩት ማለት ነው። እና እንደ አጠቃላይ ጥሩ የሆነ የሰዎችን ስነምግባር የምንለካበት ሂደት